እሺ አያት ማለት እንግዲህ አያት በአንድ ቤተሰብ ውስጥ የሚኖር አንድ መሰረታዊ የሆነ ክፍል ነው። ስለዚህ አያት ማለት ለምሳሌ እኔ አያት ይኖረኛል አያት የማለት ምንድነው? የእናቴ እናት ወይም ደግሞ የአባቴ እናትና አባት ወይም የእናቴ እናትና አባቶች ለኔ አያቶች ይባላሉ። እነዚህ አያቶች ለአንድ ቤተሰብ መመስረት ዋና መሰረቱን የሚይዙት። በተለይ ከእኔ ከእነሱ በታች ላሉት ለኔ እናትና አባት እንዲሁም ለኔ መፈጠር ዋና ምክንያቶች አያቶቻችን ናቸው። ማነው አያቶች መሰረቶች ናቸው። ቅድመ አያቶች የሚባሉ አሉ አያቶች አሉ። ስለዚህ አያቶቻችን እነሱ ባከማቹቻቸው ሀብት እነሱ በሚሰጡን ዳይሬክሽን እንትን እያልን እያደግን ነን ማለት ነው። ስለ አያቶች ስባል የኔን አያት ብንወስድ ብዙ ልጆች አሉት። የኔ አያት ወደ አስር ልጅ ወልዷል። በተለይ የእናትና የአባቴ የእናቴ እናትና አባቶች ማለት ነው። ስለዚህ እነሱ ወደ አስር ልጅ ወልደዋል። እነዚህ አስር ልጅ ደግሞ የየራሳቸው ልጆች ወልደዋል ሁለት እና ከዚያ በላይ በአብዛኛው ሁለት እና ከዚያ በላይ ልጆችን ወልደውላቸዋል ማለትነው። ስለዚህ ስለዚህ ሁለት በትንሹ እንኳን ሁለት ልጅ ብንለው አስር ሲባዛ በሁለት ሃያ የልጅ ልጆች አሏቸው ማለትነው። ከነዛ ከልጅ ልጆቹ ውስጥም አሁን ለምሳሌ እኔ አንዱ የልጅ ልጅ ነኝ ነው ምሆነው። ስለዚህ እኔ ልጅ ወልጅያለው የኔ ታላቅ እህት አለችኝ። እሷም ልጅ ወልዳለች ስለዚህ በጣም ብዙ ቅርንጫፎች ብዙ ሰዎች የብዙ ሰዎች ስብስብ ሆነ ማለት ነው። አያቶቼ ማለት ስለዚህ አያቶች በጣም ወሳኝ የሆኑ ከድሮ ጊዜ ጀምሮ ያለውን ታሪክን በመንገር በአስተዳደግም በምንም ምክር የተለያዩ ምክሮችን በመስጠት የሚያሳድጉን። በጣም መሰረታዊ የሆኑ ቤተሰቦቻችን ናቸው። ብዙ ልጆች በአያቶቻቸው ያድጋሉ። ማለት በእናትና በአባቶቻቸው ወላጆች ማለት ነው። ያድጋሉ ስለዚህ በአያቶች የሚያድግ ልጅ ብዙ ጊዜ በዚህ በኢትዮጵያ ቀበጥ ቀበጤ ናቸው። ይባላል በጣም አቅብጠው ምክንያቱም የልጅ ልጅ ስለሆኑ እንደ ብርቅ ነው ሚያያቸው። ስለዚህ አቅብጠው ነው ሚያያቸው ሚያሳድጓቸው ሚንከባከቧቸው ማን ነው? ለምሳሌ የኔ የታላቅ እህቴ ልጅ አንድ ሴት ልጅ ለሀያቶቿ ተሰጣት። እነዛን አያቶቿን እያገለገለች በጉልበት በምን እነሱ ደግሞ ያው ተንከባክበው ለቁም ነገር ለማብቃት ትምህርት በማስተማር። ሌሎች ለሷ የሚያስፈልጉ ነገሮችን በማሙዋላት እየተንከባከቡ እያሳደጓት ነው ያሉት እና። ብዙ ጊዜ ልጆቻቸው ያው እያደጉ እያደጉ ቤት መስርተው ይወጣሉ በሚወጡበት ሰዓት ከእነሱ ጋር አብሮ የሚኖር የሚንከባከባቸው ሰው ይፈልጋሉ። በተለዬ አያቶቻችን ጠና ያሉ ስለሆኑ ገፋ ያሉ ስለሆኑ እነሱን ተንከባካቢ ሰው ያስፈልግልቸዋል። እና ልጆች በዚህ ሀላፊነት አለባቸው ማን ነው ምክንያቱም። እነዚህ ሰዎች ጉልበታቸው አልቋል ሀብታቸው ሀብት ሊኖራቸው ይችላል ምናልባት ግን ያንን ሀብት ተጠቅሞ በአግባቡ አስተዳድሮ እነሱ ሚፈልጉትን ምግብ ልብስ መጠሪያ መሟላት አለበት ማለት ነው። ስለዚህ ሁሉም ልጆች እንዲሁም የልጅ ልጆች ሀላፊነት አለባቸው ማለት ነው። አያቶቻችንን የምንከባከብ ስለዚህ አያቶቻችን ሰፋ ሲልም አያቶቻችን የሰሩት ታሪክ ነው። እኛን አቁሞን ያለ እነሱ በሰሩት ጥበብ በእነሱ ጥበብ በእነሱ ጸሎት ነው። እኛ ያለነው እና እነሱን መንከባከብ አለብን ማነው ማስታወስ አለብን። አያቶቻችን ቅድመአያቶቻችን የነበሩት ናቸው። ኢትዮጵያን ጠብቀው ከጠላት ከወራሪ ከብዙ ነገር ጠብቀው ለዚህ እኛ እንድንኖር በሃይማኖታችን ፀንተን በእምነታችን በቋንቋችን ቋንቋችን ሳይበረዝ ቋንቋችን እንድንናገር ያደረጉን አያቶቻችን ስለሆኑ ለአያቶቻችን በጣም ትልቅ የሆነ ክብር ነው ያለኝ ማለት ነው። ስለዚህ በኢትዮጵያም አያቶቻችንን የሚዘክር ለምሳሌ የአድዋ ሙዚየም የሚባል አለ። የአድዋ ድል የሚባል አለ። በየአመቱ የካቲት ሃያ ሶስት ሚከበር ስለዚህ ይህንን ባህል አያቶቻችንን ለማስታወስ የምንጠቀምበት ባል ነው ማለት ነው። ስለዚህ ብዙ ሰው ለአያቶቻችን እውቅና መስጠት አለበት ማለት ነው። እውቅና ሰጥቶ በቃ እነሱ የሰሩት እኛ ምንኖረው እነሱ በሰሩት ታሪክ ነው ማለት ነው። ስለዚህ ይህንን ነገር ማስተካከል አለብን ማለት ነው

ምግብ ቤት ማለት እንግዲህ ምግብ የሚገኝበት ቤት ወይም ቦታ ማለት ነው በኔ አባባል። ካፌ ካፌዎች ሆቴሎች ሬስቶራንቶች ምግብ ቤት ተብለው ይጠራሉ። ስለዚህ ማንኛውም ሰው ገዝቶ በገንዘቡ ምግብ መመገብ ይችላል ማለት ነው። ከእነዚህ ቦታ ላይ ስለዚህ እነዚህ ምግብ ቤቶች ማንኛውም ለሰው ልጅ የሚያስፈልጉ የምግብ አይነቶችን በተመጣጣኝ ዋጋ በአይነት ከፋፍሎ የሚያቀርቡ የሚሸጡበት ቦታ ነው ማለት ነው። ምግብ ቤት ማለት ስለዚህ ምግብ ቤት በጣም ደስ የሚል እኛ የምንፈልገውን አይነት መርጠን የምንመገብበት ገንዘብ እስካለን ድረስ። የምንፈልገውን የምግብ አይነት ለምሳሌ ሽሮ ስጋ ፓስታ መኮረኒ አትክልት ነገር ድንች የመሳሰሉትን ምግቦች የምናገኝበት እንዲሁም በተጨማሪ መጠጥ የሚገኝበት ነው። መጠጥም ያው አልኮል ነገሮች ሳይበዙ የሚገኙበት ውሃ የሚገኝበት ቦታ ነው። ምግብ ቤት ተብሎ የሚጠራው ስለዚህ ምግብ ቤት ላይ ብዙ ጥቅሞች አሉት ማለት ነው። ለምሳሌ እኔ አሁን ከቤት ስወጣ ቁርስ ካልበላው ምግብ ቤት ሄጄ ቁርስ አዝዤ የምፈልገውን አይነት ቁርስ አዝዤ መመገብ እችላለሁ። ምሳም እንደዚሁ ካሌድኩኝ ምሳዬንም እዛጋ አዘጋጅቼ መመገብ እችላለሁ ማለት ነው። ስለዚህ ምግብ ቤት በጣም ወሳኝ ነው። ለምሳሌ አንድ ማለቀውን ጓደኛዬን ካገኘሁት በፊት የተለያየነውን ጓደኛዬን ካገኘሁት ምንድነው? ምግብ ቤት ወስጄ ምሳ እጋብዘዋለሁ። ወሬ እናወራለን ስለ ድሮ ስላለፈው ታሪክ አሁን ስላለንበት ሁኔታ የተለያዩ ውይይቶችን እናደርጋለን ማለት ነው። ስለዚህ ምግብ ቤት በጣም ወሳኝ ነው ማለት ነው። ምግብ ቤት ላይ ምግብ ባይኖር። ይሄ ሰውዬ ቤቱ ምግብ ቤቱ ወይም ደግሞ ካፌ ሆቴል ሬስቶራንት ወስደን የሚፈልገውን አይነት ምግብ አዞ እንዲጠቀም እድሉ ይሰጠናል ማለት ነው። ስለዚህ በጣም ወሳኝ የሆነ። የሰው ልጅ መንግስትም ትልቅ ትኩረት ሰጥቶት በተመጣጣኝ ዋጋ እንዲሸጡ ቁጥጥር እየተደረገ ያልተመረዘ ምግብ እንዲበሉ የሰው እጆች የምናደርግበት ስለሆነ በጣም ወሳኝ የሆነ እንትን ነው። ማነው? ስለዚህ ምግብ ቤቶች ያው ወሳኝ ናቸው። ለምሳሌ ከቤት የማላገኘውን ነገር ካፌ ሄጄ ምግብ ቤት ሄጄ አዝዤ መጠቀም እችላለሁ ማለት ነው።

ክፍል ማለት እንግዲህ አንድ ራሷን የቻለች የቤት አካል ናት ክፍል ማለት የራሷ ስፋት ያላት መጠነኛ የሆነች። ለምሳሌ አምስት ሜትር በአምስት ሜትር ሶስት ሜትር በሶስት ሜትር አራት ሜትር በአራት ሜትር የሆነች የራሷ የሆነ አገልግሎት ያላት ናት። ክፍል ብለን ለይተን ከአንድ ቤት ውስጥ ከአንድ ትልቅ ቤት ውስጥ አንዷን ብቻ ወስደን የምንለይበት ነው። ለምሳሌ መኝታ ክፍል ይባላል በዚህ መኝታ ክፍል ውስጥ በአንድ ቤት ውስጥ ያው መኝታ ክፍል ይኖራል። ስለዚህ መኝታ ክፍል ውስጥ ያው ልጆች የራሳቸውን የመኝታ ክፍል አላቸው ባልና ሚስት የራሳቸው የሆነ የመኝታ ክፍል አላቸው ማለት ነው። ስለዚህ እዚህም ምኝታ ክፍል ውስጥ የራሱ የሆነ ሻወር ቤት ይኖረዋል። የራሱ የሆኑ የሚይዛቸው እቃዎች ይኖራሉ ስለዚህ እነዚያን ሽክፍ አድርጎ የሚይዝልን ነው ማለት ነው። ስለዚህ በአንድ መኝታ ክፍል ውስጥ ማንም ሰው ማንም የማይመለከተው ሰው እዚያ ቤት መግባት አይችልም ማለት ነው። ከተፈቀደላቸው ሰዎች ውጪ ምክንያቱም ሚስጥራዊ የሆነች ቦታ ናት ሳይፈቀድለት ማንም ሰው ከዛ ቦታ መግባት አይችልም ማለት ነው። ሻወር ለምሳሌ ሳሎን የራሱ አንድ ክፍል ነው ማለት ነው። ሳሎን ማለት ማንኛውም ሰው የሚንቀሳቀስበት እንግዳም መጥቶ ቤተሰብም ምግብ ምን የሚመገብበት ክፍል ነው የሳሎን ብለን እንጠራዋለን። ከዚህ በተጨማሪም የተለያዩ ክፍል የምንላቸው አሉ ለምሳሌ ቢሮ አንድ የራሱን የቻለ ክፍል ነው። ቢሮ ማለት የተወሰኑ ሰዎች ወይም አንድ ሰው ብቻውን ሊሆን ይችላል። ወይም ደግሞ አንድ በሁለት እና ከዛ በላይ የሆኑ ሰዎች በአንድ ላይ ተመሳሳይ ስራ ያላቸው ተመሳሳይ የሆነ አቋም ያላቸው ችሎታ ያላቸው ሰዎች በአንድ ላይ ቁጭ ብለው የሚመካከሩበት የራሳቸው የሆነውን ስራ የሚሰሩበት ክፍል ይባላል። የተለየች ከሌሎች የተለየች ናት ማለት ነው። ይቺ ክፍል ከዚህም በተጨማሪ ክፍል መማሪያ ክፍል አለ የተለያዩ መማሪያ ክፍል አሉ። ስለዚህ እነዛ ክፍሎች ደግሞ አሁንም ለትምህርት ብቻ የሚያገለግሉ ተማሪና መምህር ብቻ የሚገናኝባቸው የሚገባባቸው ከዛ ውስጥ መምህሩ የሚፈለገውን የትምህርት አይነት የሚያስተምርበት እውቀት የሚያስተላልፍበት ከራሱ ወደ ተማሪዎቹ የሚያስተላልፍበት ስለሆነ ያቺ ክፍል ብለን እንጠራታለን። ከዚህም በተጨማሪ ለፈተና መፈተኛ ለማንበቢያ ልንጠቀምበት እንችላለን ማለት ነው። ስለዚህ ክፍል አንድ ቤት ሲሰራ ያው የተለያዩ ክፍሎች አሉት። ስለዚህ የእቃ ቤት የራሱን አንድ ክፍል አለ። ምኝታ ቤት የራሱን አንድ ክፍል አለ። የመመገቢያ የራሱ ክፍል አለ መዝናኛ የራሱ ክፍል አለው ስለዚህ ክፍል ክፍል አለው ማለት ነው። ስለዚህ ክፍሎች አንድ የተወሰነን ስራ ለመስራት የእቅድን ለማከናወን የምንጠቀምበት ስለሆነ ክፍል በጣም ወሳኝ የሆነ ነው ማለት ነው። ስለዚህ ቤቶች ግንባታዎች በሚሰሩበት ጊዜ የራሳቸውን ስፋት ያላቸው ረዝመት ወርድ መስኮት በር ያላቸው በር አለው። ለምሳሌ አንድ ቤት ሲሰራ አንድ ክፍል ሲሰራ የራሱ የሆነ በር አለው የራሱ የሆነ መስኮት አለው ማለት ነው። ስለዚህ በዛ መስኮት በዛ በር ይገባል ያ ሰው በዛ መስኮት አየር እንዲወጣ እንዲገባ ያደርጋል አየር የተፈጥሮአዊ የሆኑ ፀሀይ ብርሃን እንዲገባ እንዲወጣ ያደርጋል። ስለዚህ ይሄ ክፍል በጣም ወሳኝ ነው ማለት ነው። ማንኛውም ቤት ሲሰራ ያለ ክፍል ከሆነ ዝም ብሎ ምንም ጥቅም የለውም መለት ነው። ካልተከፋፈለ ለተለያዩ አገልግሎቶች ካልሆነ ምንም አይነት የሚፈለገውን አይነት ውጤታማ የሆነን ስራን መስራት አይችልም ማለት ነው። ስለዚህ ክፍሎችን በጣም አስውበን ለምሳሌ የኛን ቢሮዎችን የኛን ቢሮ የራሷን የቻለች ክፍል ናት ስለዚህ ይቺን ክፍል ምን እናደርጋታለን? አንጥፈን ምንጣፍ አንጥፈን ቀለም ቀብተን ጽድት አድርገን ነው የምንዛት ማለት ነው። ምክንያቱም በምንገባበት ጊዜ የስራ መስሪያችን ናት። ቁጭ ብለን የምናነብበት የምንጽፍበት የምንወያይበት ቦታ ስለሆነ በጣም አትራክቲቭ መሆን አለባት መሳብ አለባት በይቷ መሳብ አለባት። ማነው? ስለዚህ ንጽህናዋ በየቀኑ በየእለቱ ንጽህናውን መጠበቅ አለብን ማለት ነው። የራሱ የሆነ የጽዳት ሰራተኛ አለው። ስለዚህ ቢያንስ በሳምንት ሁለቴ የጽዳት ስራዬን እናከናውናለን ማለት ነው። ስለዚህ ክፍላችን ማለት ይሄንን እዚህን ስራዎች የምንሰራበት ነው።

ቃለ መጠይቅ ማለት እንግዲህ ያው ቃለ መጠይቅ የተለያዩ ለስራ ለተለያየ እንትን ስንፈልግ ቃለመጠይቅ ይደረጋል ለምሳሌ ሰው በሚቀጠርበት ጊዜ ወደዛ ድርጅት ለመግባት ቃለ መጠይቅ ይደረግለታል። ስለዚህ እነዚህ ቃለ መጠይቆች ምንድነው? ያ ሰው በትክክል ለዚያ ለተፈለገው ስራ ይመጥናል ያ ይፈልጋል የሚፈልገው እውቀት አለው የሚለውን ለመለካት ቃለመጠይቅ ይካሄዳል ማለት ነው። ከዚህም በተጨማሪ የተለያዩ ቃለመጠይቆች ይኖራሉ። ስለዚህ አንድ ሰው ለስራ ሲቀጠር ግን ስሙን በትክክል መግለጽ ይችላል ወይ መናገር ይችላል ወይ በሚፈለገው ቋንቋ ለምሳሌ በእንግሊዘኛ ሊሆን ይችላል በአማርኛ ሊሆን ይችላል። በሚፈለገው ቋንቋ ሀሳቡን በትክክል መግለጽ ማስተላለፍ ለሚፈለገው ሰው ማስተላለፍ ይችላል ወይ መግለጽ ይችላል ወይ የሚለውን በደንብ የምንረዳበት ነው። ከዚህ በተጨማሪም በሚፈለገው ሙያ ላይ ምን ያህል እውቀት አለው የሚለውን ለማወቅ የተለያዩ ሳይንሳዊ የሆኑ ጥያቄዎች ይጠየቃል ማለት ነው። ስለዚህ በዛ በሚፈለገው ሙያ ምን ያህል እውቀት አለው ምን ያህል እውቀት አለው የሚለውን። ለማወቅ የተለያዩ ሰዎች ሶስት እና ከዛ በላይ የሆኑ ሰዎች ሊሆኑ ይችላሉ በስርዓት የሚመለከታቸው ሰዎች በዚያ ቦታ ላይ። አስፈላጊ እውቀት አለን ብሎ የሚያውቁ ሰዎች አለን ብሎ የሚያስቡ ሰዎች እነዚህን ጥያቄዎች በመጠየቅ ያ ሰው ለሚፈለገው ስራ ብቁ ነው ወይስ አይደለም የሚለውን ይጠየቃል ማለት ነው። ለምሳሌ እኔ በምቀጠርበት ጊዜ ከዚህ ዩኒቨርሲቲ ምንድነው ቃለመጠየቅ ተጠይቅያለው መጀመሪያ ፈተና ተፈተንኩኝ። ፈተናውን ያው ከጓደኞቼ ጋር ከጓደኞቼ ጋር ተፈትኜ ያው የሚፈልገውን ውጤት ካመጣው በኋላ ወደ ቃለ መጠየቅ ገባሁኝ ማለት ነው። ቃለ መጠየቅ ሲደረግልኝ ግን የምፈልገውን ለመማር ማስተማር ስራ ነው። ስለዚህ ለዚህ መማር ማስተማር ስራ እኔ ብቁ ነኝ የሚለውን ከእኔ የተሻሉ ሰዎች የተሻለ ልምድ ያላቸው ሰዎች ጠይቀውኛል ማለት ነው። ስለዚህ ሲጠይቁኝ አንደኛ በተወሰነ በሆነ ርዕስ ላይ በምፈልገው ርዕስ ላይ እነሱን እንደተማሪ ኮንሲደር አድርጌ ትምህርት እንዳስተምራቸው ተጠይቄያለው። ስሜን የተወለዱበትን ቦታ የመጣሁበትን ቦታ በትክክል መግለጽ እችላለሁ ወይስ አልችልም የሚለውን ይህንን እንድግልጽ አንድ ጥያቄ ተጠይቄያለሁ። ስለዚህ እኔም ያንን የሚፈለግብኝን በምችለው አቅም ያው ለማስረዳት ሞክሬያለሁ። ከዚህም በተጨማሪ የተለያዩ ሰብጀክት የሆኑ ጥያቄዎች ተጠይቄያለሁ። በምሰራው ስራ ላይ ማለት ነው በመምህርነት ሙያ እኔ የተመረኩት በኢንጂነሪንግ ዘርፍ ነው። ስለዚህ ኢንጂነሪንግ ላይ ምን ምን ስራዎች ይሰራሉ ምን ምን ጥያቄዎች አሉ የሚለውን እነዛን ጥያቄዎች ተጠይቄያለሁ ማለት ነው። ስለዚህ እነዚህና የመሳሰሉ ጥያቄዎች ይጠይቃሉ ከዚህም በተጨማሪ ቃለ መጠይቅ የተለያዩ ሰዎች ለምሳሌ። በእግር ኳስ ብንሄድ አንድ ዳኛ ወይም ተጫዋች ልክ ጨዋታው ካለቀ በኋላ ወይም ከበፊት ከጨዋታው በፊት መግለጫ ይሰጣል። ቃለመጠይቅ ይደረግለታል አታየም ጋዜጠኞች የተለያዩ ጥያቄዎችን እየጠየቁ መረጃ ይሰበስባሉ ማነው ዛሬ አሰላለፍህ እንዴት ነው? ማን ማን ይሰለፋል? ምን አይነት አሰላለፍ ትጠቀማለህ አራት ሶስት ሶስት ነው ምን አይነት ነው የሚለውን? እነማን ይገባሉ እነማን ጉዳት አለባቸው የሚለውን? ከአሰልጣኙ መረጃ ያገኛሉ። ማነው ጋዜጠኞች ስለዚህ እነዚህ የሚፈልጉ መረጃዎች ቃለ መጠየቅ ተደርጎ ከዛ በኋላ ደግሞ ጨዋታው ካለቀ በኋላ ደግሞ አሁንም ይጠየቃሉ ተጫዋቹም ዳኛውም አሰልጣኙም ይጠየቃሉ። ማለት ነው ስለዚህ አሰልጣኙ እንዴት ነበር ጨዋታው እንዴት ነው ጥሩ ነው ጥሩ ተጫወታችሁ ወይ ጥሩ ተሸነፋችሁ አሸንፋችሁ የሚሉትን? ዝርዝር መረጃዎች የተለያዩ ጥያቄዎችን በመጠየቅ መረጃ ያገኛሉ። እንዲሁም ተጫዋቹ ኮኮብ የሆኑ ተጫዋች በተለይ ከጨዋታ በኋላ የተለያዩ ጥያቄዎች ይቀርቡለታል። እንዴት ነበረ ምን ምን አደረጋችሁ እንዴት ነበር የዛሬው ደስ ይላል ወይ ምናምን ሚለውን? መረጃዎች ይጠየቃሉ ማለት ነው። ስለዚህ ቃል መጠየቅ የተለያዩ ሰዎች እና ከዛ በላይ የሆኑ ሰዎች ጥያቄ የሚጠየቁበት እና በጥያቄ እና መልስ የሚካሄድ ነው ማለት ነው። እንዲሁም በቴሌቪዥን በሬዲዮ በተለያዩ ቦታዎች ላይ አስፈላጊ የሆኑ እንግዳዎች ወደ ሬድዮ ወይም ደግሞ ወደ ቴሌቪዥን ቀርበው ጥያቄ የሚጠየቅባቸው የህይወት ተሞክሯቸውን ለህብረተሰቡ የሚያካፍሉበት የተለያዩ እንትኖች አሉ ማለት ነው። መድረኮች አሉ። ስለዚህ እነዛን መድረኮች በጣም ወሳኝ ናቸው ህብረተሰቡም የተሻለ እውቀት የሚያገኝባቸው ስለሆኑ ቃለ መጠይቆች በጣም እውቀትን ለማግኘት ወሳኝ የሆኑ ነገሮች ናቸው ማለት ነው።

ወይን ጠጅ እንግዲህ ያው ወይን ጠጅ ከላር ነው። ስለዚህ ወይን ጠጅ ማለት ቢጫ አይነት መልክ ያለው ከለር ነው ወይም ደግሞ ቀለም ነው ማለት ነው። ቀለምን ነው የሚገልጽልን ማለት ነው። ስለዚህ ወይን ጠጅ እንግዲህ የመጠጥ አይነትም ነው። በእኛ በኢትዮጵያዊያን ዘንድ በጣም የሆነን መጠጥ በጣም ይጣፍጣል ለማለት "ወይን ጠጅ እኮ ነው በእናትህ" በጣም ቆንጆ ነው ተብሎ አድናቆት ይሰጠዋል ማለት ነው የሆነ መጠጥ ስለዚህ ወይን ጠጅ ወይን ነው። ስለዚህ ወይን ደግሞ በአብዛኛው በኢትዮጵያ በጣም ተወዳጅ የሆነ በኢትዮጵያ ብቻ ሳይሆን በሃገራ በአለማችን በጣም ተወዳጅ የሆነ ወይን መጠጥ ነው ማለት ነው። በተለይ በኢትዮጵያ ደግሞ በዓል በሚሆንበት ጊዜ፣ ክርስትና በሚደረግበት ጊዜ ወይም ደግሞ ሰርግ፣ የተለያዩ ድግሶች በሚደገሱበት ሰዓት ወይን ይገዛል ወይን ጠጅ ይገዛል ስለዚህ ወይን ጠጅ ለሚመለከታቸው ሰዎች ብዙ ጊዜ ለብዙ ሰው ስለማይደርስ ያው ለተወሰኑ ሰዎች ነው። ምክንያቱም በኢኮኖሚ ዋጋው ትንሽ ውድ ስለሆነ ብዙ ሰው መጠቀም አይችልም። ቢጠቀምም ግን በመጠን በጣም ትንሽ የሆነች ትንሽዬ የሆነች ወይን ነው የሚጠቀመው ማለት ነው። ወይን ጠጅ ትንሽ ትንሽ ልክ ጠብ ጠብ ተደርጎ ወይ በኮካ በምናምን ተቀላቅሎ ይሄን ነው የሚሰጠው ማለት ነው፤ ግን የሚመለከታቸው ፕሮግራሙ የሚመለከታቸው ሰዎች ግን በብዛት መጠቀም ይችላሉ ማለት ነው በቃኝ እስኪሉ ድረስ ወይን ጠጅ መጠጣት ይችላሉ ማለት ነው። ስለዚህ እንዳይሰክሩ ሆነው የሚፈለገውን አይነ ያህል ወይን ጠጅ ይጠጣል ማለት ነው። ስለዚህ ወይን ጠጅ ከወይን የሚመረት የመጠጥ አይነት ነው። በጣም ጣፋጭ የሆነ ለሰውነትም ጤንነትን የሚሰጥ ስለሆነ በጣም በብዙ ሰዎች ዘንድ ተወዳጅ የሆነ ነው ማለት ነው። ስለዚህ አንድ ሰው ከ የሆነ ለሆነ ፕሮግራም ተጠርቶ ወደ እዛ ቤት ሲሄድ ምንድነው ወይን ጠጅ ገዝቶ ይዞ ይሄዳል ማለት ነው። ስለዚህ የተለያዩ የወይን ጠጅ አይነቶችም አሉ። ዋጋቸውም እንደዚሁ የተያየ ነው። ስለዚህ እንደሚፈለገው ፕሮግራም አይነት ዝግጅት አይነት ምንድነው ወይን ጠጅ ገዝቶ ይዞ ይሄዳል ማለት ነው። ስለዚህ ያንን የወሰደውን ወይን ጠጅ እሱም ይጠጣል ለዛ ለነዛ ለሚመለከታቸው ሰዎችም ያካፍላል ማለት ነው። ስለዚህ በጣም ተወዳጅ የሆነ ብዙ ሰዎች ሴቶች ወንዶች ትልቁም ትንሹም ሊጠቀመው የሚችል ነገር ነው፤ ግን ከበዛ የራሱ የሆነ ጉዳት አለው። ምክንያቱም አልኮል ኮንተንቱ የአልኮል ይዘቱ በጣም ከፍተኛ ስለሆነ በብዛት ከተጠጣ ለአእምሮአችን ወይም ደግሞ ለጤንነታችን በጣም አስፈላጊ አይደለም ማለት ነው። ስለዚህ ስንጠጣ በመጠን ከሆነ በጣም ጥሩ የሆነ ምቾትን የሚሰጥ ነው ማለት ነው እና ወይን ጠጅ የሚጠጣው ብዙ ጊዜ በኮካ በስፕራይት በለስላሳ ተበርዞ ነው ማለት ነው። ምክንያቱም አልኮል ኮንተንቱ ቅድም እንደተናገሩትኝ አልኮል ይዘቱ ከፍተኛ ስለሆነ በእነዚህ መጠጦች ይበረዛል ማለት ነው። ስለዚህ ከተበረዘ በኋላ አንደኛ መጠኑም ይጨምራል፤ ለብዙ ሰውም መዳረስ ይችላል። ሁለተኛ ደግሞ በተወሰነም መልኩ ቢሆን የአልኮል ይዘቱን መቀነስ ይቻላል ማለት ነው። ስለዚህ ወይን ጠጅ በጣም ወሳኝ የሆነ ነገር ነው። ለምሳሌ እኔ ለሰርግ ተጠርቼ ሰሞኑን ሄጄ ነበር እና በምሄድበት ሰዓት ምንድነው ያደረኩትኝ ወይን ጠጅ አንድ ወይን ጠጅ ገዝቼ በፔስታል ወይም ደግሞ በሌላ በስጦታ መጠቅለያ ጠቅልዬ ይዤ ሄጃለሁ። ስለዚህ ያንን እኔ ለነሱ የአንደኛ የ እኔ ለነሱ ያለኝን ክብር ለመግለጽ ጥሩ ነገር ነው። ምክንያቱም የተለያየ አይነት የመጠጥ አይነቶች አሉ። አረቄ፣ ጠላ፣ ቢራ አለ፤ ግን ወይን ጠጅ አንድ ሰው ይዞ ሲሄድ እዛ ቦታ ላይ በጣም ጥሩ ነው ማለት ነው ጥሩ ይሆናል ማለት ነው። ምክንያቱም እይታውን ያለውን ፍቅር አክብሮት ይገልጽበታል ማለት ነው አንድ ሰው በዛ እንትን ላይ ማለት ነው። ስለዚህ እነዛ ሰዎችም አመስግነው በጣም ደስ ብሏቸው ይህንን ስጦታ ይቀበላሉ ማለት ነው። ስለዚህ ወይን ጠጅ ማለት በጣም ጣፋጭ የሆነ ለጉሮሮ ለጤና ተስማሚ የሆነ የመጠጥ አይነት በብዙ ቤተሰብ ዘንድ ቤተሰቦች ለምሳሌ ደስ ባላቸው ጊዜ ብር ባላቸው ጊዜ ወይን ይገዙና ቤታቸው ወስደው ይጠጣሉ ማለት ነው። ስለዚህ በጣም ደስ የሚል የመጠጥ አይነት ነው ማለት ነው።

ደቂቃ እንግዲህ ያው ጊዜን ለመለካት የምንጠቀምበት መሳሪያ ነው። ስለዚህ ደቂቃ ጊዜን እዚህ ይባል ሰዓትን ቀንን ወረን አመትን በደቂቃ መግለጽ ይቻላል። ማነው ስለዚህ ደቂቃ ያው ከሰከንድ ጀምረን ዝቅተኛዋ ሰከንድ ናት። ከዛ ሰከንድ ደቂቃ ሰዓት ቀን ሳምንት ወር አመት እያልን ቀኖችን የምንቆጥርበት ሂደት ነው ማለት ነው። ስለዚህ ደቂቃ ለምሳሌ አንድ ደቂቃ ስልሳ ሰከንድ ነው። ስልሳ ጊዜ አንድ ሁለት ሶስት ብለን እስከ ስልሳ ከቆጠርን ያ አንድ ደቂቃ ይባላል። ስልሳ ደቂቃ ደግሞ አንድ ላይ እንትን ተብሎ ልክ የተለያዩ ስልሳ ደቂቃዎች አንድ ሁለት ሶስት አራት አምስት ብለን ደግሞ አንድ ሰዓት ይሞላል ማለት ነው። ስለዚህ ስልሳ ደቂቃ ማለት አንድ ሰዓት ይሆናል። ስለዚህ ሰአቶች ደግሞ ተደማምረው ቀንን ይፈጥሩልናል። ማነው ስለዚህ አንድ ቀን ማለት ለምሳሌ ሃያ አራት ሰዓት ነው። ሃያ አራት ሰዓት ማለት ቀን አስራ ሁለት ሰዓት አለ ማታ አስራ ሁለት ሰዓት አለ ሁለቱም ሲደመሩ አንድ ቀን ይባላል ማለት ነው። ስለዚህ ደቂቃ ያው ሰዓት የሚቆጠረው በሰከንድ ጀምሮ ከዛ ደቂቃ ሰዓት እያደረጉ ሲሄዱ ማለት ነው። ስለዚህ ሰከንዶች ተጠራቅሞ ደቂቃን ይፈጥራሉ። ደቂቃዎች ደግሞ ተጠራቅመው ሰዓትን ይፈጥራሉ ሰአቶች ደግሞ አንድ ላይ አሁንም ተደማምረው ቀኖችን ይፈጥራሉ ማለት ነው። እነዚህ ቀኖች ደግሞ አሁንም ተደማምረው አንድ ሁለት ሶስት አራት አምስት ስድስት ሰባት ሲሞላ ሰባቱ ቀን አንድ ላይ አንድ ሳምንት ይባላል ማለት ነው። እንዲሁ ሳምንቶችን ደግሞ ደምረን ልክ አንድ ሁለት ሶስት አራት ሳምንት አራቶችን ሳምንቶች አንድ ላይ ወር እንላቸዋለን። ስለዚህ በአንድ ወር ውስጥ ምን ያህል ሰዓት አለ ምን ያህል ደቂቃ አለ ምን ያህል ሰከንድ አለ? የሚለውን ካልኩሌት ማድረግ እንችላለን ማለት ነው። እንዲሁም ወሮችን ደግሞ ደምረን ልክ እስከ አስራ ሁለት ለምሳሌ በኢትዮጵያ አስራ ሶስት ወሮች አሉ ተብሎ ነው የሚታወቀው። ስለዚህ እነዚህን አስራ ሁለት ወሮች አስራ ሶስት ወሮች አንድ ላይ ደምረን አንድ አመት እንላለን ማለት ነው። ስለዚህ መስከረም ጥቅምት ህዳር ታህሳስ እያልን እስከ ጳጉሜ ድረስ ጳጉሜ ለራሷ ላይ የቻለች ልዩ የሆነች እንደወር የምትቆጠር ናት። በቀን ነው የምትቆጠረው። የቀን ብዛቷ አምስት አራት ሊሆን ይችላል ወይም ደግሞ አንድ አንድ ስድስት ሚሆንበት አጋጣሚ አለ ማለት ነው። ስለዚህ በዛ ኬዝ ነው እንጂ ኖርማሊ ግን ወር ሰላሳ ቀን ነው ያለው በኢትዮጵያ አቆጣጠር ማለት ነው። ስለዚህ ሰላሳ ቀኖች አንድ ወር ይባላሉ። በተለየ ሁኔታ ግን ጳጉሜ አምስት ቀን ናት ስለዚህ ይቺን አምስት ቀን እንደ አንድ ወር ወስደን አስራ ሶስት ወር አልናት እንላለን። ስለዚህ ኢትዮጵያ የአሥራ ሶስት ወር ጸጋ ያላት ሀገር ናት ይባላል። ስለዚህ እነዚህ ናቸው ቀንን የምንቆጥርበት የምንለካበት መሳሪያ ነው ማለት ነው። ስለዚህ ደቂቃ በጣም ወሳኝ ነገር ነው። ደቂቃ በተለያየ መልኩ ተከፋፍሎ ለምሳሌ አንድ መምህር ከአንድ እስከ ስምንት በሚያስተምርበት ጊዜ አርባ ደቂቃ ክላስ ውስጥ ያስተምራል። ዩኒቨርሲቲ ደግሞ ስንመጣ አርባ አርባ ደቂቃ አንድ ሰዓት ከሃያ አንድ ሰዓት ተኩል ያስተምራል ማለት ነው። ስለዚህ ደቂቃዎች ወሳኝ ናቸው። ጊዜን ለመለካት ለምሳሌ ክላስ ገብቼ በማስተምርበት ሰዓት በደቂቃ ነው ምን ያህል ደቂቃ አስተማርኩኝ ስልሳ ደቂቃ ነው አርባ ደቂቃ ነው አምሳ ደቂቃ ነው የሰራሁትን ስራ የምለካበት ነው ማለት ነው። ስለዚህ ለሰራሁት ስራ ውጤት የማገኝበት ነው ማለት ነው። ለምሳሌ እዚህ እናንተ ጋር ስሰራ ምንድነው? በደቂቃ ስራ እሰራለሁ። ስለዚህ በሰራውት ስራ ልክ እናንተም ደቂቃ ሜጀር አድርጋችሁ ምን ያህል ደቂቃ ነው? የሰራው ስለዚህ ይሄን ደቂቃ ደግሞ ወደ ሰዓት ምን ያህል ነው ተብሎ ተቀይሮ ይለካል። ከዛ በኋላ ነው ወደ እኔ ውጤት ወይም ደግሞ የሚገባኝን ክፍያ የምትከፍሉኝ ማለት ነው። ስለዚህ ደቂቃ በጣም ወሳኝ የሆነ ነገር ነው። ነገሮችን ለመከፋፈል ጊዜን ለመከፋፈል እና ያንን ጊዜ ደግሞ ወደ ገንዘብ ቀይረን አስፈላጊውን ገቢ እንድናገኝ የሚያደርግ ስለሆነ በጣም አስፈላጊ የሆነ መንገድ ነው ማለት ነው። ከዚህም በተጨማሪ ደቂቃን አሁን ለምሳሌ እኔ ከዚህ ቤቴ ለመድረስ ምን ያህል ደቂቃ ይፈጅብኛል? ምን ያህል ሰዓት ይፈጅብኛል? ከዚህ ባህርዳር ለምሳሌ ከደብረ ማርጎስ ባህርዳር ከደብረ ማርቆስ አዲስ አበባ ለመሄድ ምን ያህል በደቂቃ ምን ያህል ይወስድብኛል? በሰአት ምን ያህል ይፈጅብኛል? የሚለውን የምለካበት ሜጀር የማደርግበት ስለሆነ በጣም ወሳኝ የሆነ ነገር ነው ማለት ነው።

ዘይት እንግዲህ ዘይት ለምግብነት የሚያገለግል እ ለ ለወጥ መስሪያ አንዱ ግባት የሆነ መሳሪያ ነው ማለት ነው ወይም ደግሞ እቃ ነው ጥሬ እቃ ነው ማለት ነው። ምግብ ዘይት ከተለያዩ ነገሮች። ይሰራል ለምሳሌ በኢትዮጵያ ከኑግ፣ ከሱፍ፣ ከአኩሪአተር ከ ቃጭማ የሚባል አለ ወይም ጉሎ የሚባለው ከተለያዮ ነገሮች ይመረታል ይሰራል ማለት ነው። ስለዚህ ከቦቆሎም ሊመረጥ ይችላል ከሰሊጥ ሊመረጥ ይችላል ማለት ነው። ስለዚህ ዘይት ምግብን ለማጣፈጥ የምንጠቀምበት ጥሬ እቃ ነው። ወይም ደግሞ ፈሳሽ ነገር ነው ማለት ነው። ስለዚህ ዘይት በጣም ወሳኝ ነው በተለይ ምግብን ለማጣፈጥ አጣፍጦ ለመብላት ሰው የሚፈልገውን ምግብ እንዲጣፍጥለት ዘይት ይጨምራል ማለት ነው። ማንኛውም ሰው ምግብ ሲሰራ የተለያዩ አይነት ምግቦችን ሽሮ ሊሆን ይችላል ስጋ ወጥ ሊሆን ይችላል ወይም ሌሎች ነገሮች በሚሰራበት ጊዜ የተወሰነ ዘይት ያደርጋል ማለት ነው። አለዛ ምግቡ አይጣፍጥለትም። ስለዚህ ዘይትን ለተለያዩ ነገሮች እንጠቀምበታለን ለጤናችንም በአግባቡ ከተጠቀምነው በጣም ጥሩ የሆነ የ ፋት የሚባሉ ምግቦችን የምናገኝበት ንጥረ ነገሮችን የምናገኝበት ስለሆነ ወሳኝ የሆነ ነገር ነው ማለት ነው። ከዚህ ውጪ ግን በጣም በብዛት ከተጠቀምነው ግን የራሱ የሆነ ጉዳት አለው ማለት ነው። ዘይት ምክንያቱም ዘይት በብዛት ከተጠቀምን ያው ከሰውነታችን ውስጥ በስብ መልክ በመከማቸት የተለያዩ የበሽታ አይነቶችን የተለያዩ ጉዳቶችን ያደርስብናል ማለት ነው። ስለዚህ ዘይት ስንጠቀም በአግባቡ መሆን አለበት ማለት ነው። ስለዚህ ከነዛ ከሚያስከትሉት ጉዳቶች ውስጥ አንዱ ለምሳሌ የደም ግፊት ሊያደርስ ይችላል። አንድ ሰው በደም ግፊት በሽታ ተያዘ ማለት በጣም ከባድ የሆነ ነገር ነው በቀላሉ መዳን ኣይችልም። ጸጥ ሊል ይችላል ልክ እንደ ስትሮክ አይነት በሽታዎችን ሊያመጣ የሚችል ምግብ ነው ማለት ነው። የዘይት ማለት ነው ስለዚህ ብዙ ሀብታም የሆኑ ሰዎች ብዙ ጊዜ እነዚህን ዘይት ያላቸው ምግቦች ስለሚጠቀሙ ለእነዚህ በሽታዎች የመጋለጥ እድላቸው በጣም ከፍተኛ ነው ማለት ነው። ስለዚህ ዘይትን በአግባቡ በመጠቀም እና እንቅስቃሴ በማድረግ እነዚህን የደም ግፊትን መከላከል እንችላለን ማለት ነው። ስለዚህ ደም ግፊት በጣም ባሁኑ ሰዓት ገዳይ ከሚባሉ የበሽታ አይነቶች አንዱ ነው። ስለዚህ ይህንን ለመከላከል ደግሞ ምንድነው የምናደርገው? አንደኛ እንቅስቃሴ ማድረግ ነው። በየቀኑ የተወሰነ እንቅስቃሴ የአካል ብቃት እንቅስቃሴ በማድረግ መከላከል እንችላለን። ከዚህ በተጨማሪ ግን እነዚህን ዘይትነት ያላቸውን ምግቦች በብዛት ባለመመገብ ይህንን በሽታ መከላከል እንችላለን ማለት ነው። ስለዚህ ከዚህ በተጨማሪም ዘይት የተለያዩ ሌሎች ሰውነት በጣም እንዲወፍር መንቀሳቀስ እስኪያቅተን ድረስ ማለት ነው። እንዲወፍር ነው የሚያደርገው ምክንያቱም ብዛት እነዚህ ፋትነት ያላቸውን መግቦች ስለያዙ በጣም ለሰውነታችን አስፈላጊ አይደሉም ማለት ነው። የማይጠቅሙ ስለሆኑ ወይ በስፖርት ማቃጠል አለብን ወይ ደግሞ የምንጠቀመውን የዘይት መጠን በጣም መቀነስ አለብን ማለት ነው። ስለዚህ ዘይት አንደኛ ዋጋው ውድ ነው። ስለዚህ ይህንን ዋጋው ውድ የሆነን ምግብ እንዲሁ ዝም ብለን ብንጠቀመው ያላግባብ ብንጠቀመው ጥሩ እንትን አይሆኖውም አይኖረውም ማለት ነው። ስለዚህ አሁን በዚ

እሺ ቅዳሜ እንግዲህ እለት ነው። በሳምንት ውስጥ ሰባት ቀናቶች አሉ። እነዚህ ሰባት ቀናቶች ደግሞ የየራሳቸው የሆነ ስያሜ አላቸው ማለት ነው። ስለዚህ ከሰኞ ወይም ከእሁድ ጀምረን ብንጠራ እሁድ፣ ሰኞ፣ ማክተኞ፣ ሮብ፣ ሀሙስ፣ አረብ፣ ቅዳሜ እያልን እነዚህ ሰባት ቀኖች የየራሳቸው የሆነ ስያሜ አላቸው ማለት ነው። ስለዚህ እነዛን ለማመልከት የተጠቀምንበት ነው ስለዚህ በዚህ በቅዳሜ ቀን አብዛኛው በኢትዮጵያ ውስጥ የሚኖር ሰው ከመደበኛ ስራው ውጭ ነው የሚሆነው። የእረፍት ጊዜ ነው፣ የመዝናኛ ጊዜ ነው የሚሆነው ማለት ነው ቅዳሜ። ብዙ ሰዎች ከልጆቻቸው ጋር ከቤተሰቦቻቸው ጋር ወይም ደግሞ ከሚፈለገው ከጓደኞቻቸው ጋር በመሆን የተለያዩ ስራዎችን ማህበራዊ የሆኑ ስራዎችን የሚሰሩበት ቀን ነው የእረፍት ቀን ስለሆነ ወይም ደግሞ ሌላ ግላዊ የሆኑ ስራዎች ካሉ በግል የሚሰሩ እነዚህ ስራዎች በዚህ በቅዳሜ ቀን ወይ እሁድ ቀን ይሰራል ማለት ነው። ከዛ ውጭ ወደ ቤተክርስቲያን የሚከድበት ጸሎት የሚደረስበት ለአምላክ ምስጋና የሚቀርብበት ቀን ነው ማለት ነው ቅዳሜ ስለዚህ ቅዳሜ በጣም ወሳኝ የሆነች እረፍት የሚደረግባት በብዙ ሰዎች ዘንድም ተወዳጅ የሆነች ቀንናት ማለት ነው። ለምሳሌ እኔ ዛሬ ይህንን ስራ እየሰራሁ ያለሁት በዚህ በቅዳሜ ቀን ነው። ምክንያቱም መደበኛው በመደበኛው ቀን የራሴ የሆነ ስራ አለኝ። ስለዚህ የመማር ማስተማር ስራ ሊሆን ይችላል። ሌሎች ስራዎች ይኖራሉ እነሱን የምሰራበት ቀን ነው። ዛሬ ግን ከእነዚህ መደበኛ ስራዎች ውጭ ስለሆንኩኝ ይሄንን ስራ እሰራለሁ ማለት ነው። የራሴን ቁጭ ብዬ ቢሮዬ ላይ ገብቼ የራሴ የግል የሆነኝን ስራ የምሰራበት ቀን ነው ማለት ነው ቅዳሜ ስለዚህ በቅዳሜ ቀን ያው ቅድም እንዳኩትኝ ቤተሰቦች ከቦታ ቦታ ከከተማ ወጣ ብለው የተለያዩ ቦታዎችን የቱርስት ቦታዎች ሊሆኑ ይችላሉ ሃይማኖታዊ ቦታዎች ሊሆኑ ይችላሉ ጉብኝት የሚያደርጉበት ስለ ስለ ሃይማኖታቸው ስለ ሀገራቸው ስለ አካባቢያቸው የሚያውቁበት ቀን ሊሆን ይችላል ማለት ነው። ከዚህም በተጨማሪ ለምሳሌ አንድ ቤተሰብ እናቱን አባቱን የሚጠይቅበት ምክንያቱም ስራ ስለሌለ ወጣ ብሎ ከዛ እናቶቹን፣ አያቶቹን ይጠይቃል ማለት ነው። ከዚህም በተጨማሪ ሌሎች የተለያዩ ለቅሶ፣ ገበያ በተለይ በእኛ በኢትዮጵያ በእኛ አካባቢ አሁን ባለውበት አካባቢ ቅዳሜ ዋና የገበያ ቀን ነው ማለት ነው። ስለዚህ በዚህ በገበያ ቀን ደግሞ የተለያዩ ነገሮች ይገዛሉ ይሸጣሉ። ስለዚህ አብዛኛውም ሰውም ወደዚህ ገበያ በመሄድ በዚህ በቅዳሜ ቀን ምን ያደርጋል የሚፈልገውን ነገር ይሸጣል፣ ይሸምታል የፈለገውን ይቀይራል ማለት ነው ሽጦ ይቀይራል ማለት ነው። ስለዚህ ገበሬዎችንም ብናይ ገበሬዎች በዚህ በቅዳሜ ቀን እርሻ የለም። ቁፋሮ የለም። ምንድነው የሚያደርጉት ወይ ከብት ነው የሚንከባከቡት ወይ ልጆቻቸውን ነው የሚንከባከቡት ወይ ደግሞ ልብስ ያጥባሉ፣ ንጽህናቸው ይጠብቃሉ ሻወር ሰውነታቸውን እንትን ይላሉ ከዛ ውጪ ወደ ገበያ ሄደው ከጓደኞቻቸው ጋር ሊዝናኑ ይችላሉ። የመዝናናት ቀን ሊሆን ይችላል። ወይም የሚሸጡት በሬ፣ ከብት፣ ጥጃ፣ ላም፣ ዶሮ፣ ፍየል፣ እንቁላል የመሳሰሉት ነገሮች ካሉ ወስደው ለገበያተኛ ወይም ደግሞ ለሚፈልገው ሰው ለከተሜው ሰው በመሸጥ እነሱ ገንዘብ ያገኛሉ። ስለዚህ ይህንን ገንዘቡን ደግሞ የሚፈልጉትን ነገር ለቤት ቁሳቁስነት ለሚጠቀሙበት ነገር ገዝተው ይሄዳሉ። ባለው ስለዚህ ቅዳሜ ቀን በጣም መዝናኛ ቤተሰብ የሚጠየቅበት ጓደኛ ከጓደኛ የተለያዩ ስራዎችን የሚሰራበት በተለይ ለመዝናኛ አገልግሎት የሚጠቀምበት ለምሳሌ ቅዳሜ የተለያዩ የእግር ኳስ ክንዋኔዎች ይከናወናሉ። የእንግሊዝ ፕሪሚየር ሊግ፣ የስፔን ላሊጋ፣ የጣሊያን ሴሪ የተለያዩ ላሊጋዎች ይካሄዳሉ ወይም ደግሞ ጨዋታዎች ይካሄዳሉ። ስለዚህ ሰዎች የሚፈልጉትን እግር ኳስ የሚፈልጉትን ቡድን ለመደገፍ የተለያዩ ቦታዎች ላይ ቁጭ ብለው ስቴዲየም ሊሆን ይችላል። ሌላ በቴሌቭዥን በሚተላለፍባቸው በዲኤስ ቲቪ ባለባቸው ቦታዎች ሊሆን ይችላል። ሰብሰብ ብሎ ወጣቱ ያያል ማለት ነው። ለምሳሌ እኔ የአርሰናል ደጋፊ ነኝ። ቅዳሜ ነው ዛሬ ስለዚህ አርሰናል ሲጫወት ቁጭ ብዬ ሻይ እየጠጣሁ ከጓደኞቼ ጋር እያወራሁ እየተጫወትኩ ኳሱን አያለሁ ማለት ነው፣ እደግፋለሁ። ስለዚህ በዛ እኔ እዝናናለሁኝ ማለት ነው። ስለዚህ ቅዳሜ በጣም ወሳኝ የሆነች ለብዙ ሰው እረፍት የሆነች መዝ ሚዝ ለመዝናኛ የሚጠቀሙበት፣ ልጆችን ለመንከባከብ፣ ልብስ ለማጠብ፣ ሻወር ለመውሰድ የሚጠቀሙበት ቀን ስለሆነች በጣም ወሳኝ የሆነች የቀንናት ማለት ነው።

ታቀበለ እንግዲህ ያው መቀበልን ነው የሚያመለክተው የተለያዩ ነገሮችን ልንቀበል እንችላለን ለምሳሌ እኔ የሆነ እቃ ልኬ ወንድሜን ወይም ቤተሰቦቼን እንደዚህ አይነት እቃ ልኬላችኋለሁ ስለዚህ ያንን እቃ ሄዳችሁ ተቀበሉ እላለሁ ማለት ነው። ስለዚህ ተቀበል የተለያዩ ስጦታዎች ሊሆኑ ይችላሉ መቀበል በእጅ መስጠት እንደማለት ነው። ወይም ደግሞ የተያዩ ስራዎችን ስንሰራ ተቀበል ይባላል ማለት ነው። ለምሳሌ ጭፈራ በሚጨፈርበት ጊዜ ቀረርቶ የተለያዩ የመዝናኛ ጅጅቶች በሚካሄዱበት ጊዜ አንድ ሰው ሲያቀንቅን ወይም ሲያቅራራ ሲፈክር የሆነ ሰው ግጥም ሊገጥም ይችላል። ስለዚህ ያ ግጥም መግጠም የሚችል ሰው ያንን ባለድምጹን ምን ይለዋል ተቀበል ይለዋል ስለዚህ ተቀበል በሚልበት ሰዓት ያ ሰውዬ ደግሞ ያዳምጥና እሱ የሚለውን እያለ ግጥም ይገጥማል ይደረድራል ማለት ነው። ስለዚህ ተቀበል ብዙ ትርጉሞች ይኖሩታል የተለያዩ ስጦታዎች በሚሰጥበት ጊዜ ተቀበል ይህንን ልኬልሃለው ደሞዝን ተቀበል ይባላል። ልብስህን ተቀበል የሆነ እቃ ልከህ ልጅቷን ተቀበላት። ሰው ልትቀበል ትችላለህ ለምሳሌ እኔን ለመጠየቅ ከቤተሰብ የሚመጡ ሰዎች ካሉ አምስት ሰዓት ላይ ስለምንደርስ በዛ ሰዓት ወጣ ተቀበለን ይሉኛል። ስለዚህ እኔም በዛ ሰዓት ወጥቼ ልክ እጠብቃቸዋለሁ በሚደርሱበት ሰዓት ተቀብዬ አስተናግዳቸዋለሁ ወደ ቤቴ ማለት ነው። ወይም ደግሞ የሚፈልጉትን አገልግሎት እንዲያገኙ አደርጋለሁ ማለት ነው። ስለዚህ የተቀበል ያው በተለያዩ ነገሮች ሊገለጥ ይችላል ማለት ነው። ስለዚህ ይሄ ብቻ አይደለም ተቀበል። ለምሳሌ አንድ ልጅ ከቤተሰቡ የተለያዩ ስጦታዎችን ሊያገኝ ይችላል። የብር ስጦታ የ ግን የመሬት ስጦታ የሀብት የቤት የከብት የዶሮ የተለያዩ ስጦታዎች አሉ። ስለዚህ እነዚህን ስጦታዎች አንድ ሰው አመስግኖ ዝቅ ብሎ አጎንብሶ የሚቀበልበት ሂደት ነው ማለት ነው። ስለዚህ ተቀበል ሲባል ብዙ ነገሮች አሉ። እነዚያን ስጦታዎች ተቀበል ገንዘብ ለምሳሌ የሆነን ሰው ብሰጠው ያ ተቀበል ነው። የሚለው ያ ሰው ሶስተኛ ሰው አለ ማለት ነው። ያንን ነገር ድርጅት ለማካሄድ እና ተቀበል ይላል ማለት ነው።

ቲማቲም ማለት እንግዲህ የፍራፍሬ አይነት ነው። መሬት ላይ የሚበቅል አረንጓዴ የሆነ ተክል ላይ የሚበቅል ራሱን ችሎ ብዙ ጊዜ መቆም አይችልም። ስለዚህ የቲማቲም ለምግብነት የምንጠቀምበት በጣም ተመራጨው የሆነ ምግብ ነው። ከተለያዩ ምግቦች ጋር በተለያዩ ዘዴዎች ለምግብነት ሊሆን ይችላል። ለምሳሌ ከወጥቃ ተቀላቅሎ ተፈጭቶ ከወጥ ጋር ከሹሮ ጋር ከስጋ ጋር ወይም ከስጋ ጋር ወይም ደግሞ ከፓስታ መኮረኒ ጋር ሊሰራ ይችላል። ወይም ራሱን ችሎ ተከትፎ ቲማቲም ቁርጥ ይባላል። ስለዚህ ቲማቲም ከቃሪያ እና ከሌሎች ግብአቶች ጋር ሆኖ በጣም ጣፋጭ የሆነ ምግብ ነው። ለምሳሌ ቲማቲም ለብለብ ለብለብ የሚባል አለ። ያ በጣም ጣፋጭ የሆነ እኔ በጣም የምወደው የምግብ አይነት ነው። ብዙ ጊዜ ካፌዎች አካባቢ ወይም ደግሞ ምግብቤቶች አካባቢ የምግብ ይዘጋጃል። ስለዚህ በጥሩ ሁኔታ በጥሩ ቃና በጥሩ ግብአት ከተዘጋጀን በጣም ጣፋጭ የሆነ ምግብ ነው ማለትነው። ቲማቲም ስለዚህ ብዙ ጥቅሞች አሉት ባለው ስለዚህ ቲሚቲም ያው ግብርና በግብርና ስራ ነው የሚመረተው። ዘር አለው ይዘራል ያ የተዘራው ዘር ደግሞ በብሎ ያድጋል ማለት ነው። ስለዚህ ሲያድግ ግን ትልቅ ዛፍ አይደለም። መሬት ላይ ውስጥ የሚል ራሱን ችሎ መቆም የማይችል ነው። ስለዚህ ይሄ በሚመረትበት በሚያልቅበት ጊዜ የሚይዘው ቲማቲም ደግሞ በመጠን ትንሽ ከፍ ያለ ነው መጠኑ ትልቅ ነው ማለት ነው። ስለዚህ ያንን የዞር ብዙ ጊዜ ቲማቲሙ መቆም አይችልም። እና መሬት ላይ ነው አንትን የሚለው ስለዚህ የሆነ ሲስተም ተጠቅሞ በተለያዩ እንጨቶችን በመደጋገፍ በማሰር በተለያዩ ክሮችን በመወጠር ቲማቲም በደንብ እንዲያፈራ የሚያደርግ የሚደረግበት ሁኔታ ለማነው። ስለዚህ ቲማቲም መጀመሪያ ሲመረት አረንጓዴ ነው የሚሆነው ቀስ በቀስ እየቀላ ይሄዳል ማለት ነው። ልክ ትክክለኛው ለምግብነት የሚውለው ግን ማለት ነው። በከለር ወይም ደግሞ በቀለም ቀይ ይሆናል ማለት ነው። መጨረሻ ላይ ግን አረንጓዴ ሆኖ የተወሰነ ይቆያል ከዛ ከተወሰነ ቀናቶች ሳምንታት በኋላ ቀይ ሆናል ማለት ነው። ስለዚህ ቀይ ከሆነ ለምንድነው? ለምግብነት ዝግጁ ሆኗል ማለት ነው። ስለዚህ ያ ወደ ገበያ ይወጣል ማለት ነው። ደጋጊዎች ሊሆኑ ይችላሉ አመራቾች ሊሆኑ ይችላሉ። ወደ ገበያ ወስደው በተመጣጣኝ ዋጋ በኪሎ ባይተሽ በተለያየ ገንዘብ ወስደው ይሸጣሉ ማለት ነው። ያንን ሽጠው ያው ገበሬዎች ገቢ ያገኙበታል ነጋዴዎችም ትርፍ ያተርፉበታል። ተጠቃሚዎችም በጣም ለጤና ተስማሚ የሆነ ምግብ ስለሆነ ይጠቀሙበታል ማለት ነው። ስለዚህ ቲማቲም በጣም ወሳኝ የሆነ በሀገራችን በብዛት በብዙ ቦታዎች ላይ የሚመረት የምግብ አይነት ነው። በእያንዳንዱ ቤት ጓዳ ውስጥ ብዙ ጊዜ ቲማቲም አይጠፋም። ቲማቲም አንደኛ ህፃናቶች በጣም ነው የሚወዱት ለህፃናቶች ምግብ መስሪያ ለማጣፈጫነት እንጠቀምበታለን ማለት ነው። ትልልኮችም ያው የማባያ ቆረጥ ቆረጥ ተደርጎ ያው ቦሽታ ተከላካይ ስለሆነለት ገና በጣም ተስማሚ የሆኑ ንጥረ ነገሮችን ንጥረ ነገሮችን የያዙ ስለሆነ። ብዙ ሰው ይሄንን ምግብ ይጠቀመዋል ማለት ነው። እኔም በጣም ቤተሰብ ቤት ውስጥ በጣም አብዝቼ የምጠቀመው የምግብ አይነት ነው። ልጆችም በተለያየ መንገድ በሽሮ ውስጥ ተጨምሮ በስጋ በቲማቲም አይ ሚን በእንቁላል እና በሌሎችም ነገሮችን ምስር ላይ ተጨምሮ ይሰራል እና በጣም ጣፋጭ የሆነ በጣም ብዙ ሰው የሚወደው የምግብ አይነት ነው። ቲማቲም አሉ ስለዚህ ይህንን ቲማቲም ሁሉም ሰው በተቻለ መጠን በየእለተሰ ተለት የምግቡ ውስጥ እንዲኖር ቢያደርግ ተጠቃሚ ይሆናል ማለት ነው። ስለዚህ አንደኛ ተገዝቶ ቤት ውስጥ መቆየት ይችላል ፍሪጅ ላይ ለብዙ ቀን መቆየት ይችላል። ከዚያም ውጪ ደግሞ በጣም ወሳኝ የሆኑን ጥረ ነገሮች ያሉት ስለሆነ ይህንን ብዙ ጊዜ ብንጠቀመው እንጠቀማለን ጥቅም የምናገኝበት አለ ማለት ነው

ቤተሰብ እንግዲህ ቤተሰብ የተራያዩ ሰዎች አንድ ላይ የሚኖሩበት ሂደት ነው። ስለዚህ ለምሳሌ እናት አባት እህት ወንድም ባህል ሚስት እህት አክስት አጎት አያት ድረስ ይሄዳል ማለት ነው። ቤተሰብ ሲባል ስለዚህ እነዚህ ቤተሰቦች በአንድ ቤት ውስጥ በአንድ በጋራ መጠሪያ በተመሳሳይ የኢኮኖሚ ደረጃ የሚኖሩበት ሂደት ነው። ማለነው ስለዚህ በአንድ ቤተሰብ ውስጥ እነዚህ ሰዎች ይኖራሉ ማለት ነው። ስለዚህ እነዚህ ሰዎች የተለያዩ ስራዎችን በመስራት በመተጋገዝ በመተሳሰብ ይኖራሉ ማለት ነው። ስለዚህ ለምሳሌ እናትና አባት ይኖራል በአንድ ቤተሰብ ሲባል ባልና ሚስት ይኖራል እነዚህ ባልና ሚስቶች ያው የተለያዩ ስራዎችን በመስራት ቤት በመስራት የተለያዩ መሟላት የሚገባቸውን ነገሮች በማሟላት ልጆችን ይወልዳሉ ማለት ነው። ስለዚህ እነዚያን ልጆች ተንከባክቦ የማሳደግ ሀላፊነት አለባቸው። በሚያሳድጉበት ጊዜ የተለያዩ እንቅፋቶች ሊኖሩ ይችላሉ ስለዚህ እነዚያን እንቅፋቶች ተቋቁሞ ልጆችን በጥሩ ስነምግባር በጥሩ አካላዊ ሁኔታ ማሳደግ አለባቸው ማለት ነው። ስለዚህ እነዚህን ልጆች ካሳደጉ በኋላ ለትምህርት ወደ ትምህርት ቤት ይላካሉ። ትምህርት ቤት ከኬጂ ጀምሮ አራተኛ ክፍል ኬጂ ኬጂ ዋን ኬጂ ኬጂ ቱ ኬጂ ስሪ እያሉ እስከ ሶስት አመት ድረስ ይማራሉ። ስለዚህ ከዛ ቦታም የሚፈለገውን እውቀት አግኝተው ይወጣሉ ማለነው ከመምህሮቻቸው ጋር ከቤተሰቦቻቸው እገዛ ጋር ከማህበረሰቡ በአጠቃላይ ማለነው። ያንን ይዘው ከዛ አንደኛ ክፍል ሰባተኛ ሰባት አመት ሲሞላቸው አንደኛ ክፍል የሚገቡበት ሁኔታ መሃል ነው። ስለዚህ ያው ቤተሰብ እነዚህ ልጆች ተንከባክቦ የማሳደግ የማስተማር ለፍሬ የማብቃት ሂደት ነው ማለነው። ስለዚህ ቤተሰብ ለአንድ ሀገር እድገት ወሳኙ ተቋም ነው ትልቁ ተቋም ነው ተብሎ ነው የሚወሰደው ብዙ ጊዜ ማለት ነው። ቤተሰብ አንተ የራሱን የቻለ ተቋም ነው። ስለዚህ የቤተሰብ ደግሞ የራሱ የሆነ የሚተዳደርበት ህግና ደንብ አለው። ስለዚህ በዚያ ህግና ደንብ ባል ሚስት ተከባብሮ ተቻችሎ ያለው ሁኔታ በደንብ ተገብባቶ በመስራት ልጆችን ያሳድጋሉ። ከዚህም በተጨማሪ ቤተሰብ ሲባል እህት አለ ወንድም አለ ስለዚህ ቤተሰብ ናቸው እነዛም ማለት ነው። ስለዚህ ተረዳድቶ በቃ በአንድ ተናበው ለአንድ ውጤቱ መጨረሻ ላይ ሚያመጡት ለአንድ ቤተሰብ ግብአት ነው ማለነው። ስለዚህ ይህንን ለማድረግ የግድ ቤተሰብ በእቅድ እና በፕሮግራም መመራት አለባቸው ማለነው። ስለዚህ ለምሳሌ አያቶች አሉ በአንድ ቤተሰብ ውስጥ አክስት አጎት አለ ለምሳሌ እኛ አሁን የተለያዩ በጣም የምወዳቸው እንደ ቤተሰብ እንደ እህት እንደ ወንድም ማያቸው አጎቶች እና አክስቶች አሉኝ። አክስት እና አጎት ማለት እንግዲህ ያው የኔ የአባቴ እህትና ወንድም ወይም ደግሞ የእናቴ እህትና ወንድም ወንድሞች ናቸው። እኔን ግን በተለየ ሁኔታ ነው የሚያዩኝ እነዚህ አክስትና አጎቶቼ የምላችው ማለት ነው። ወደ ትምህርት ቤት እንድገባ አንድ ምክንያቶች እነሱ ናቸው። ምክንያቱም አባቴ ገበሬ ነው። አብዛኛው እህትና ወንድሞቹ ደግሞ የተማሩ ናቸው። አብዛኞቹ በሚባል ደረጃ በትምህርት ያሳለፉ ናቸው። በመንግስት ስራ ላይ የተቀጠሩ ናቸው ወይም ደግሞ ተምረው የግል ስራ የሚሰሩ ናቸው ማለት ነው። ስለዚህ የእኔ አባት ግን ትምህርት ያልተማረ ስለሆነ እነዚህ አክስትና አጎቶቼ በጣም ቁጭት ነበረባቸው እኔ እንድማር ትልቅ ሰው እንደሆነና በኋላም አባቴን እንዳግዘው ማለት ነው። ስለዚህ ትምህርት ቤት በምገባበት ሰዓት አንደኛ ትምህርት ቤት እንድገባ እነሱናቸው የገፋፉኝ። ከገባው በኋላም የተለያዩ የትምህርት ቁሳቁሶችን ያሟሉልኝ አክስትና አጎቶቼ ናቸው። ማለነው። ስለዚህ የኔ የአባቴ እህትና ወንድሞች ወይም ደግሞ የእናቴ እህትና ወንድሞች ትምህርት ስማር ደብተር በመግዛት ዩኒፎርም በመግዛት የተለያዩ የምግብ ምግብ በማዘጋጀት በቃ ቤት ዶርም እኛ ገጠሩ ማህበረሰቡ ሳይሆን ትምህርት ደግሞ ያለው ወደ ከተማው ክፍል ስለሆነ ወደ ከተማው እጅ እንድማር እና ከዛ ቤት ኪራይ የሚባል ነገር አለ የቤት ኪራይ በመክፈል በጣም በብዙ ነገር እኔን ያግዙኝ የነበረ ማለነው ስለዚህ እነዚህ አክስትና ቁጥጥር የኔ ቤተሰቦቼ ናቸው። አጋዥ ናቸው የመረዳዳት ባህሉ አለ ማለት ነው። ስለዚህ እንተጋገዛለን ማለነው። ለምሳሌ እኔ ሚስት በማገባበት ሰዓትም ድግስ ተደግሶ ነበረ ቤተሰብ ጋር እና ይህንን ድግስ በአብዛኛው ወጩን የሸፈነው አጎቴ ነው። የአባቴ ወንድም ማለነው ምክንያቱም ለኔ ካለው ክብር ለአባቴ ካለው ክብር የተነሳ ድግስ ተደግሶ በጣም ህዝብ ተጠርቶ ነው የተደገሰው ማለት ነው።

ሜይ ማለት እንግዲህ ወር ነው ይህ ወር ደግሞ ያው በእንግሊዘኛ ነው ሜይ የሚለው የመጣው በአማርኛ ሜይ ማለት ግንቦት ማለት ነው በአማርኛ ማለት ነው። ስለዚህ አንድ አመት ያው ቅድም እንደነገረኋችሁ አስራ ሶስት ወሮች አሉት በኢትዮጵያ። ወይም ደግሞ በአብዛኛው ግን አብዛኛው የአለማችን ክፍል ወይም ደግሞ በዉጮች አሁን አስራ ሁለት ወር ነው የሚባለው ስለዚህ ይሄ አስራ ሁለት ወር። ከ ጃንዋሪ ጀምሮ ጃንዋሪ ፌብሩዋሪ ማርች አፕሪል ሜይ ጁን ጁላይ ኦገስት ሴፕቴምበር ኦክቶበር ኖቬምበር ዴሰምበር ጃንዋሪ እያለ በዚህ መልኩ የሚቆጠርበት እንትን ነው ማለት ነው። ስለዚህ ሜይ ማለት በውጮች ወይም ደግሞ በእንግሊዘኛው ከጃንዋሪ ነው። አንድ የሚባለው ወሩ ስለዚህ ጃንዋሪ ፌብሩዋሪ ማርች አፕሪል ሜይ ሜይ ማለት አምስተኛው ወር ነው ማለት ነው። በእንግሊዝ ወይም ደግሞ በውጮች አቆጣጠር ሜይ ማለት አምስተኛው ወር ነው ስለዚህ በዚህ ወር ውስጥ የተለያዩ ክንዋኔዎች ይከናወናሉ ማለት ነው። ለምሳሌ በዚህ በኢትዮጵያ ብናይ ሜይ ማለት ያው ግንቦት ነው ብያችኋለሁ ግንቦት ደግሞ በኢትዮጵያ ስንተኛው አቆጣጠር ነው? ከመስከረም ነው አንድ የሚለው መስከረም ጥቅም ህዳር ታህሳስ ጥር ተሳስቼ ነው። መስከረም ጥቅምት ህዳር ታህሳስ ጥር የካቲት መጋቢት ሚያዚያ ግንቦት ግንቦት ማለት ዘጠነኛው ወር ነው በኢትዮጵያ አቆጣጠር ማለት ነው። ምክንያቱም እኛ አዲስ ዘመን መለወጫችን መስከረም ላይ ነው መስከረም አንድ ነው ዘመን የምንቀይረው አመት ወይ ደግሞ አመታትን የምንለውጠው ማለት ነው። ስለዚህ መስከረም የኛ አዲስ ዘመን መለወጫ ነው። አሮጌው አልፎ ወደ አዲሱ አመት የምንገባበት አመት ነው ማለት ነው። ስለዚህ ልክ ከመስከረም ጀምረን እስከ ግንቦት በምንቆጥርበት ጊዜ ይህ ወር ዘጠነኛው ወር ነው። ስለዚህ ግንቦት ወር ደግሞ ያው የበጋው ወቅት ማብቂያ ነው ወይም ደግሞ የጸደይ የሚባለው ወቅት አይነት ነው ጸደይ በልግ የሚባለው ማለት ነው። በልግ ማለት ነው። ክረምት ለመግባት ዝግጅት የሚያደርግበት ዝናብ አልፎ አልፎ የሚዘንብበት ደረቅ የከረመው መሬት ወደ አረንጓዴነት የሚቀየርበት ምክንያቱም ዝናብ ሲዘንብ ያው እጽዋቶች ሳሮች ቅጠላ ቅጠሎች ስለሚበቅሉ። የሚሄደው ጋራ ሸንተረሩ ምንድነው አረንጓዴ ይለብሳል ይሆናል ማለት ነው። ስለዚህ ወቅት በጣም በኢትዮጵያ ደስ የሚል ወቅት ነው። ሙቀት የነበረው ወቅት አልፎ ወደ ቅዝቃዜው ወደ ክረምቱ የምንገባበት በጣም ደስ የሚል አየር ፀባይ ያለበት ወቅት ነው። ሜይ ማለት ወደ ስራም ካየነው ሜይ ወይም ደግሞ ግንቦት የምንለው ብዙ ጊዜ ስራ ለመጨረስ መጨረሻ ሰኔ ነው የምንጨርሰው። በተለይ በእኛ በመምህራን የመምህራን ስራ ሰኔ ላይ ስራ ያቆማል ማለት ነው። ስለዚህ ሰኔ ስራን ለማቆም ወይም ደግሞ ውጤት ጨርሰን ለማስገባት ሁለት ወር እረፍት ነው ሀምሌ እና ናሲ እረፍት ስለሆኑ ሰኔ መጨረሻችን ነው። ግንቦት ደግሞ በጣም ስራ የሚበዛበት ያመቱን ስራ የምናጠቃልልበት የተለያዩ የስራ እንትኖች የሚካሄዱበት ነው። ለሚቀጥለው አመትም እቅድ የምናወጣበት ክረምቱንም የት እንደምናሳልፍ እቅድ ይዘን የምንንቀሳቀስበት ስለሆነ ሜይ ወይም ደግሞ ግንቦት የሚለው በጣም ወሳኝ የሆነ ወር ነው ማለት ነው። ስለዚህ ይሄ ወር እኔ በተለየ በጣም የምወደው ነው። ግን ያው በመመነስ ስራ ካየነው ደግሞ ስራዎች የሚበዙበት ለምሳሌ ክላስ ወደኋላ ቀርተን ከሆነ ክላሱን ተማሪዎቻችን በመጥራት ቶሎ የምናስተምርበት የምናካሂድበት ነው። ፈተና የምንፈትንበት የተፈተኑትን ፈተና ደግሞ አርመን ውጤት የምንሰጥበት ወቅት ነው። እቅድ የምናቅድበት ለሚቀጥለው አመት እቅዶች ይታቀዳሉ ስለዚህ እቅድ የምናቅድበት ነው ማለት ነው። ስለዚህ በዚህ ወቅት በጣም ወሳኝ የሆኑ ስራዎች ይሰራሉ በግብር በግብርናው የሀገራችን ክፍል ደግሞ ገበሬዎች በተለይ የተለያዩ ስራዎችን የሚሰሩበት ነው። የእርሻ ስራ የሚጀምሩበት ወቅት ነው። ምክንያቱም ዝናብ ስለሚዘንብ ዘርም ዝናብ ሲዘንብላቸው እርሻ ያርሳሉ ቦቆሎ መዘራት የሚጀምርበት ነው። ቦቆሎ ደግሞ በተለይ የሚዘራው ዝናብ ሳይበዛ የተወሰነ ዝናብ መጣል እንደጀመረ በቆሎ ይዘራል ማለት ነው። ስለዚህ በቆሎ የሚዘራበት ገበሬው በቃ ማሳውን ማለስለስ ማረስ የሚጀምርበት ወቅት ስለሆነ በጣም ደስ የሚል ወቅት ነው። ግንቦት የሚባለው ማለት ነው የተለያዩ በዓላቶችም ይከበራሉ በግንቦት። ለምሳሌ ግንቦት አንድ እሚባል አለ ይከበራሉ በኢትዮጵያ። እንደዚህ እንደዚህ እየተባለ ይህ ወቅት በጣም ወሳኝ የሆነ ወቅት ነው ማለት ነው። ወር ነው

አመሰግናለሁ ይላል እንግዲህ አመሰግናለሁ የሚለው ቃል ያው ምስጋናን የምንገልጽበት ነው ምስጋናን ለተለያዩ ሰዎች ልናቀርብ እንችላለን። በተለይ ግን ምስጋና የሚቀርበው ለፈጣሪ ለእግዚአብሔር ነው። ምክንያቱም የሰው ልጅ ሲፈጠር ዋና ዓላማው እግዚአብሔር የሰው ልጅ ሲፈጥር? ምንድነው እግዚአብሔርን እንድናመሰግን ነው። እኛን የፈጠረን በተደረገን ነገር ለሆነው ሁሉ ስለ ሁሉም ነገር ለክፉም ለመጥፎም ለጥሩም ነገር እግዚአብሔርን ሁሌም ማመስገን አለብን ማለት ነው። ምክንያቱም ያ የተደረገልን ነገር እግዚአብሔር ለእኛ አስቦ የሆነ ነገር ስለሆነ። ምን ማድረግ አለብን ሁሌም ጠዋትና ማታ እግዚአብሔርን ማመስገን አለብን አመሰግናለሁ። ለተደረገልኝ ነገር ስለ ሁሉም ነገር ብለን ሁሌም ቤታችን ውስጥ ምግብ ስንበላ ወደ ስራ ቦታ ስንሄድ ምግብ ስንበላ ምግባችንን እንዲባርክልን ጸሎት እናደርጋለን ምስጋና እናቀርባለን። ወደ ስራ ቦታ ስንሔድ ስራችንን በአግባቡ ሰርተን ወደ ቤት እንድንመለስ በመንገድ ምንም አይነት እክል እንዳያጋጥመን መንገዱን የሰላም እንዲያደርግልን ስራውን የሰላም እንዲያደርግልን ውጤታማ እንድሆን ምስጋና ሁሌም ማቅረብ አለብን። ከዚህም በተጨማሪ ስንተኛ ሌሊቱን ያው በምንተኛበት ጊዜ ያው ሞት ማለት ነው የሰው ሞቶ ነው የሚነሳው። ስለዚህ ያንን ደግሞ ስንተኛ የሚጠብቀን ማነው? እግዚአብሔር ነው ፈጣሪ ነው እንድንነሳ የሚያደርገን የሚፈቅድልን እግዚአብሔር ስለሆነ ምስጋና ማቅረብ አለብን። ጧት ስንነሳ ሌሊቱን በሰላም አሳድረኸኛል ቀኑን ደግሞ በሰላም እንድታውለኝ ብለን አሁንም ጠዋት ምስጋና እናቀርባለን። ስለዚህ የተለያዩ ስራዎችን በምንሰራበት ጊዜ እግዚአብሔር ከፊታችን ሆኖ ቀድሞ እንዲገኝልን ውጤታማ እንድንሆን መሰናክል እንዳያጋጥመን ቤተሰቦቻችንን እንዲባርክልን እንዲጠብቅልን በየሰአቱ በየጊዜው ምስጋና ማቅረብ አለብን ማለት ነው። ከዚህ በተጨማሪም ግን ምስጋና ወይም ደግሞ አመሰግናለሁ ሲባል ያው ሰዎችንም ለሰዎችም ምስጋና ይቀርባል። ስለዚህ ሰዎች ያው በእግዚአብሔር ፈቃድ በእግዚአብሔር ትእዛዝ ቢሆንም ያን ነገር የፈጸሙት እነሱንም በተለምዶ የምናመሰግንበት እግዚአብሔር ይስጥህ እንደዚህ ያድርግልህ ብለን የምንመረቅበት የምናመሰግንበት ነገር ይኖራል ማለት ነው። ለምሳሌ ጓደኛዬ የሆነን ስራ ቢሰራልኝ የእኔን መስራት ያቃተኝን ነገር ቢያግዘኝ ወይም ደግሞ ቢሰራልኝ አመሰግናለሁ እለዋለሁ ለዚያ ለተሰራልኝ ነገር አመሰግናለሁ እግዚአብሔር ይስጥልኝ ይባላል ዞሮ ዞሮ የሚመሰገነው እግዚአብሔር ነው ማለት ነው። ስለዚህ እሱ ደግሞ ምንም አይደለም ችግር የለውም ምናምን ብሎ መልስ ይመልሳል ማነው? ስለዚህ የሆነ ሰው ለሆነ ሰው እርዳታ ሊያደርግ ይችላል እርዳታዎቹ በተለያየ መንገድ ለምሳሌ የገንዘብ እርዳታ እኔ ቤተሰቦቸን በገንዘብ ላግዝ እችላለሁ። ወይም ደግሞ የሆነ ሰው እኔን ሊያግዘኝ ይችላል ልብስ ሊገዛልኝ ይችላል ቤት ሊገዛልኝ ይችላል። ገንዘብ ሊሰጠኝ ይችላል ወይም የሆነ ችግር ካለብኝ ያንን ችግር እንትን ሊልኝ ይችላል ማለት ነው። ስለዚህ በዚያ ሰዓት እኔ ምን ማድረግ አለብኝ አመሰግናለሁ ብዬ መመለስ አለብኝ። ለምሳሌ የሆነ ሰው ከባርዳር ሊሆን ይችላል ከቤተሰብ የሆነ እቃ ቢልክልኝ ቢያመጣልኝ አንድ ሰው ስለላከልኝ ወይም ስላመጣልኝ ምስጋና ማቅረብ አለብኝ ማለት ነው። አመሰግናለሁ በቃ የተለመደ ቃል ነው። አመሰግናለሁ ብዬ መመረቅ አለብኝ መናገር አለብኝ ማለት ነው። ስለዚህ ምስጋና በጣም መመሰጋገን በጣም ጠቃሚ የሆነ ነገር ነው እግዚአብሔርም የሚወደው የሚፈቅደው ነገር ስለሆነ ምስጋና ማቅረብ አለብን ማለት ነው። ስለዚህ እኔ ለሰራሁት ስራ መመስገን አለብኝ። ለምሳሌ እኔ ለወንድሜ ብር ብሰጠው ለምሳሌ ብልክለት ተማሪ የሚማር አለ። ለሚማርበት ለወጪ ለተለያዩ ለኮፒ ለእስክቢቶ መግዣ ለልብስ መግዣ ለጫማ ለምግብ ለተለያዩ ነገሮች ለመግዣ እንዲሆነው ገንዘብ ብልክለት ያ ሰው። ምን ይለኛል? ደውሎ አመሰግናለሁ ደርሶኛል አመሰግናለሁ እግዚአብሔር ይስጥልኝ እግዚአብሔር ወረታውን ይክፈልልኝ ብሎ። እንትን ይላል ማነው? ለኔም እንደዚሁ የሆነ ሰው ገንዘብ ሊልክልኝ ይችላል። ወይም ደግሞ ሊያበድረኝ ይችላል ብድር ራሱ ቢያበድረኝ አስቸኳይ የሆነ ነገር ገጥሞኝ ብድር ቢያበድረኝ። ምን እላለሁ ለዛ ለተበደርኩት ነገር አመሰግናለሁ ማለት አለብኝ። ስመልስም እንደዚሁ አመሰግናለሁ እግዚአብሔር ይስጥልኝ እግዚአብሔር ወረታውን ይመልስ ይመልስልህ እጥፍ ድርብ አድርጎ ይስጥህ ብዬ መመረቅ አለብኝ ማለት ነው። ስለዚህ ምስጋና በጣም በህብረተሰባችን ዘንድ በጣም ጠቃሚ የሆነ የተለመደ ቃል ነው ማለት ነው።

ሰኞ እንግዲህ እለትን ለመቁጠር ለመሰየም የምንጠቀምበት እለት ነው በሳምንት ውስጥ ሰባት የተለያዩ ቀኖች አሉ። ስለዚህ እነዚህ የተለያዩ ቀኖች የራሳቸው የሆነ ስያሜ አላቸው ከእነዚያ ውስጥ አንደኛው ሰኞ ነው ማለት ነው። ሰኞ ብዙ ጊዜ የስራ ቀን የምንጀምርበት አዲሱን ሳምንት በስራ የምንጀምርበት እለት ነው ማለት ነው። ስለዚህ ሰኞ ሳምንቱን አንድ ብለን የምንጀምርበት ሰኞ ሰኞ ሮባ ሃሙሳ አርብ ቅዳሜ እሁድ ብለን ሳምንቱ እዚህ ላይ ያልቃል። ሰኞ ደግሞ ሌላ ሳምንት እንጀምራለን ማለት ነው። ሌላ የስራ ሳምንት ነው እቅድ የምናወጣበት ሳምንት ወደ ስራ ወደ መደበኛ የሆነ ስራችን የምንገባበት ነው። ስለዚህ መደበኛ የሆነ ስራ የምንሰራው ሰኞ ማክሰኞ ሮባ ሀሙስ አርብ እንደዚህ የስራ ቀናቶች ናቸው። በመንግስት ደረጃ ታውጀው ሁሌ ሰው ጠዋት ሁለት ሰዓት እስከ ስድስት ሰዓት ከሰባት ሰዓት እስከ አስራአንድ ሰዓት ተኩል ወደ የሚፈለግበት ቦታ በሚሄድ የሚፈለገውን አገልግሎት የሚያገኝበት ወይም ደግሞ የሚገለገልበት ነው ማለት ነው። ስለዚህ ሰኞ ብዙ ጊዜ የተለያዩ ስራዎች የሚሰራበት ቀን ነው። ለምሳሌ ነጋዴው ገበያ የሚካሄድበት እኛ አካባቢ ሰኞ እለት ገበያ ይካሄዳል። ገበያ ማለት ደሞ የተለያዩ እቃዎችን የምንለዋወጥበት የምንሸጥበት የምንገዛበት ቀን ነው ማለት ነው። ስለዚህ በዚህ ቀን ልክ ወደ ገበያ ሄደን ገበሬው ከሆነ የሚፈልግ የሚሸጥ እቃ ካለው ለምሳሌ ዶሮ እንቁላል ከብት ጥጃ በግ ዶሮ ፍየል የመሳሰሉትን ነገሮች በማምጣት ወደ ገበያ የሚሸጥበት ነው። ከዚህ በተጨማሪ ደግሞ ተጠቃሚው ወይም ደሞ የከተማው የማህበረሰባችን ክፍል ወደ ገበያ በመሄድ እነዚህን ነገሮች በመግዛት ለራሱ አገልግሎት እንደ ፍላጎቱ እንደ አቅሙ በመግዛት በመገበያየት ግብይት የሚፈጠርበት ቀን ነው ማለት ነው። ስለዚህ በሰኞ ቀን ያው ግብይቶች ይፈጸማሉ እነዚህ ግብይቶች ሻጭና ገዢ አለ ነጋዴና ገዢ አለ ስለዚህ እነዚህ በተስማሙበት ዋጋ ይሸጣሉ ይገዛሉ ይለውጣሉ ማለት ነው። ስለዚህ ሰኞ በጣም ወሳኝ የሆነች የስራ ቀና ማለት ነው። ገበሬውም የግብርና ስራውን የሚሰራበት ሰኞ ጀምሮ እስከ አርብ የእርሻ ስራ የቁፋሎ ስራ ሌሎች ግብርና ስራዎች ዘር የመዝራት የማጨድ የመውቃት የመሰብሰብ ስራዎችን የሚያከናውነው ሰኞ ጀምሮ ነው። ከሰኞ እስከ አርብ እነዚህን ስራዎች ይሰራል እሁድና ቅዳሜ ስራ ካለው ያንን ስራ ያከናውናል። ለምሳሌ ምርት ጭድ መሰብሰብ እነዚህ የምርት ውጤቶችን ወይም ደግሞ ገለባ ጭድ ለእንስሳት መኖነት የሚያገለግሉ ነገሮችን የሚሰበስብበት በጋሪ በሸክም በተለያዩ መንገዶች ወደ ቤት የሚያስጠጋበት ቀን ነው። ከዛ ውጪ ደግሞ ስራ ካለለው ያው ልብስ በማጠብ እንስሳትን በመንከባከብ ከቤት ላይ የሚሰሩ ስራዎች ካሉ ቤት ለቤት እነዛን ስራዎች በመስራት ያሳልፋል ማለት ነው። ጊዜውን እንዲሁም የመንግስት ሰራተኛው ሰኞ እለት እሁድና ቅዳሜ እረፍት ያደርጋል ሰኞ ወደ ስራው ገብቶ ስራውን የሚጀምርበት ቀን ነው። ለመንግስት ለምሳሌ በመንግስት አገልግሎት በስጫው ተቋማት የሚሰሩ ሰራተኞች እዛ ገብተው የህብረተሰቡን ችግር የሚፈቱበት የሚያወያዩበት የተለያዩ አገልግሎቶችን የሚሰጡበት ለምሳሌ የመታወቂያ የተለያዩ የእድሳት አገልግሎቶች ሊሆኑ ይችላሉ። የንግድ ፈቃድ እድሳት ማለት ነው እድሳት ስል እነዚህን አገልግሎቶች የሚሰጡበት ነው። እንዲሁም መምህራን ወደ ክላስ ሄደው ወደ ትምህርት ሂደው ክላስ የሚጀምሩበት የሚያስተምሩበት ፈተና የሚፈትኑበት ቴስቶችን የሚያዘጋጁበት ተማሪዎችን ለትምህርት የሚያነቃቁበት ቀን ነው ማለት ነው። ሰኞ በጣም ወሳኝ የሆኑ ስራዎች የሚጀመርበት ነው ለሳምንቱም እቅድ የሚወጣበት። ማክሰኞ ሮብ ሃምሳ አርብ እነዚህ እነዚህን ስራዎች እሰራለሁ በዚህ ሳምንት እነዚህን አስተምራለሁ ብሎ እቅድ የሚይዝበት ቀን ስለሆነ ከሰኞ እስከ አርብ ያለው ቀን በጣም ወሳኝ የሆነ ቀን ነው ማለት ነው። ስለዚህ ሰኞ በጣም ወሳኝ የሆነች ስራ የሚሰራባት እለት ናት ማለት ነው። ስለዚህ ከእረፍት ንጹህ አእምሮ ይዘን ወደ ስራ የምንገባበት ምክንያቱም ሰኝ ቅዳሜና እሁድ እረፍት ነው ያሳልፍ ነው። የተለያዩ መዝናኛ ቦታዎች ሂደን ቆይተን ወይም ደግሞ የተለያዩ ስራዎችን የቤት የራሳችን የሆኑ ስራዎችን ስንሰራ ቆይተን ወደ ስራ የምንገባበት እለት ስለሆነ በጣም ወሳኝ የሆነች እለት ናት ማለት ነው

ሩዝ እንግዲህ በጣም በአለማችን በጣም ተፈላጊ የሆነ የምግብ አይነት ነው በብዛት የአለማችን ህዝብ የሚጠቀመው በምርት ደረጃም በጣም በሰፊው የሚመረት የምግብ አይነት ነው ማለት ነው። ስለዚህ ሩዝ በተለያዩ በኢትዮጵያ በተለይ በእኛ ማህበረሰብ ክፍል ውስጥ በተለያዩ መንገዶች በመዘጋጀት ለምግብነት ያገለግላል። ለምሳሌ ሩዝ ተቀቅሎ እንዲሁ ሊበላ ይችላል። በገንፎ መልክ ተፈጭቶ በገንፎ መልክ ተዘጋጅቶ ለህፃናት ለአዋቂ ለትልቁ ሊውል ይችላል። እንዲሁም ሩዝ በዳቦ መልክ ሊዘጋጅ ይችላል በእንጀራ እንጀራ የሚባል አለ በእኛ በጣም የተለመደ የምግብ አይነት ነው። ብዙ ኢትዮጵያውያን የሚወዱት የምግብ አይነት ስለሆነ በእንጀራ መልኩ ይዘጋጃል ወይም ደግሞ ከሌሎች የምግብ አይነቶች ጋር ለምሳሌ ከቦቆሎ ከጤፍ ከዳጉሳ ጋር በመቀላቀል የተለያዩ አይነት የምግብ አይነቶችን ለመስራት ይጠቅማል ማለት ነው። ሩዝ ስለዚህ ሩዝ በተለይ አለማችን በሰፊው በምርትነት የሚታወቅ የሚመረት የምግብ አይነት ነው ማለት ነው። ስለዚህ ሩዝ በጣም ወሳኝ የሆነ ብዙ ሰው የሚጠቀመው ብዙ የጤና ጥቅሞች ያሉት ሀይልና ሙቀት የሚሰጥ ምግብ ስለሆነ በጣም እጅግ ተወዳጅ የሆነ ምግብ ነው ማለት ነው። ስለዚህ ይሄ በሀገራችን በኢትዮጵያም በሰፊው አሁን መንግስት ትኩረት ሰጥቶት እየተመረተ ያለ ምግብ ነው የምግብ አይነት ወይም ደግሞ አዘዕርት ነው ማለት ነው። ለምሳሌ በተለይ በአገራችን በወገራ ፎገራ የሚባል ቦታ አለ ፎገራ ማለት በጣም ለም የሆነ ቦታ ዝናብ ብዙ ጊዜ የጣና ሀይቅን ተንተርሶ የሚገኝ ቦታ ስለሆነ እርጥበታማ እርጥበት አዘል የሆነ ቦታ ነው። ጥቁር አፈር የሚባለው አፈር አይነት ነው። ያለበት አካባቢ ነው ስለዚህ ይሄንን አፈር ደግሞ ለሩዝ ምርጥ በጣም ወሳኝ የሆነ ቦታ ነው። ስለዚህ መንግስትም እዚህ ቦታ ላይ ልዩ ትኩረት ሰቶ ምርት በበጋ በተለይ በበ ወቅት መስኖን በመጠቀም ሩዙን በብዛት እያመረተ እና ለህብረተሰቡ እያቀረበ ያለበት ሁኔታ ላይ አለ ማለት ነው። ስለዚህ አሁን በጣም በአገራችን በአማራ ክልል በኦሮሚያ ክልል በደቡብ እንዲሁም በአፋር በጣም እነዚህ ጥቁር አፈር በሚባሉ ወይም ደግሞ በተለይ ለሌላ ስራ በጣም አስፈላጊ ያልሆነ አፈር ላይ ሩዝ በጣም በመብቀል ይታወቃል። ማነው ስለዚህ እነዚህን ቦታዎች ለሩዝ ልማት በማዋል በጣም ከፍተኛ የሆነ ምርት እየተመረተ እና የህብረተሰቡ ገቢም የማህበረሰቡ የገበሬው ገቢም እየተሻሻለ ያለበት እንዲሁም በአጠቃላይ የከተማው የሀገራችን ክፍልም የተሻለ ምርት በተሻለ ዋጋ እያገኘ ያለበት ሁኔታ ስለሆነ ሩዝ በጣም ወሳኝ የሆነ ምግብ እየሆነ መጥቷል። ስለዚህ መንግስት አሁን ለዚህ እንትን ልዩ ትኩረት ሰጥቶ መዳበሪያ የግብአት በመጠቀም የመሳሪያዎችን የእርሻ መሳሪያዎችን እንደ ትራክተር በብዛት በማረስ በማዘመን እየተጠቀመበት ያለው ሁኔታ ነው ያለው ማለት ነው

ትምህርት ትምህርት ማለት እንግዲህ የሰው ልጅ የተለያዩ እውቀቶችን የሚያገኝበት ራሱን የሚቀይርበት ሁኔታ ማለት ነው። ልክ አንድ ሰው እንደተወለደ አቅሙ ለትምህርት ሲደርስ ቤተሰቦቻችን ምንድነው? የሚያደርጉት ወደ ትምህርት ቤት ነው የሚል እኮ ማለት ነው። ስለዚህ ትምህርት ቤት። ያው የተለያዩ እውቀት የምናገኝበት የእውቀት አባቶች ያሉበት የእውቀት እናቶች አባቶች ያሉበት ቦታ ነው። ስለዚህ እዚህ ትምህርት ቤት ላይ ልጆች ወይም ደግሞ ሌሎች የሚመለከታቸው አካላት በመሄድ የተሻለ እውቀት የተሻለ ግንዛቤ። የሚያገኙበት ቦታ ስለሆነ በጣም እጅግ የተከበረ ቦታ ነው ማለት ነው። ትምህርት ማለት ስለዚህ ትምህርት ማንኛውም ሰው። ትምህርት ቢማር ራሱን ህይወቱን አካባቢውን መቀየር ይችላል ሀገሩን መጥቀም ይችላል ማለት ነው። ለምሳሌ በኢትዮጵያ በሀገራችን ብዙ ጊዜ ትምህርት አልተለመደም ነበር። አሁን አሁን ነው ከቅርብ ጊዜ በተለይ በእኛ እድሜ ከሃያ አመት ከሰላሳ አመት በፊት። ማንኛውም ህብረተሰብ። የተሻለ ትምህርት መስጠት ጀመረ ለልጆቹ ማለት ነው ከዛ ውጪ ግን። አብዛኛው ገበሬ ነው የነበረ በግብርና ስራ የሚተዳደር በልማድ። እንስሳትን በመጠቀም እርሻ በማረስ መሬትን በማልማት ነበር የሚተዳደረው። አሁን አሁን ግን የትምህርት ፍላጎቶች የትምህርት አቅርቦቶች እየሰፉ እየጨመሩ ስለሄዱ ትምህርት በየቦታው የሚሰጥበት ሁኔታ አለ ማለት ነው። ስለዚህ ትምህርት ቤት። አለ ትምህርት ሲባል እንግዲህ አንደኛ ህፃናቶች የሚመሩበት ከኬጂ ዋን ኬጂ ኬጂ ቱ ኬጂ ስሪ ድረስ የሚመሩበት አለ። ከዛ አንደኛ ክፍል ይገባሉ ከአንደኛ ክፍል እስከ አራት እስከ ስድስት እያሉ እስከ ሰባት እስከ ስምንት እስከ ዘጠኝ። እያሉ እነዚህን አመቶች እያሳለፉ የትምህርትን እውቀትን አእምሯቸው እየበለፀገ በትምህርት በእውቀት እየበለፀገ ይሄዳል ማለት ነው። ከዛ ዘጠኝ አስር አስራ አንድ አስራ ሁለት በደንብ እየበሰሉ ሲሄዱ። ትምህርትን እያገኙ ሲሄዱ እነዚህን ነገሮች እያሳኩ እውቀትን እያገኙ ማህበረሰባቸውን ለመጥቀም ዝግጁ የሆኑ ሀገር ተረካቢነታቸውን እያረጋገጡ ይሄዳሉ ማነው ከዛ በኋላ አስራ ሁለተኛ ክፍል ከደረሱ በኋላ። የአስራ ሁለተኛ ክፍል ፈተና አለ ከአስራ ከአሥራ ሁለተኛ ክፍል በኋላ ወደ ዩኒቨርሲቲ ወይም ደግሞ ወደተለያዩ ኮሌጆች የመንግስት ኮሌጆች የግል ኮሌጆች ነው ሊሄዱ የሚችሉት። ስለዚህ ይህን ለማድረግ ደግሞ ምንድነው? የመግቢያ ፈተና ይፈተናሉ ማለት ነው። ያ ማለት ዩኒቨርሲቲ ለመግባት ከዚህ በፊት የተማሩት ትምህርት ዩኒቨርሲቲ ለመግባት ብቁ አድርጓቸዋል ወይስ አላደረጋቸውም የተሻለ። ግንዛቤ አላቸው ወይስ የላቸውም የሚለውን። በትምህርት ሚኒስተር ደረጃ ትምህርት ሚኒስተር ፈተናዎችን አዘጋጅቶ ፈተናዎች ይፈተናሉ ስራው አራተኛ ክፍሎች ማነው ስለዚህ ከተፈተኑ በኋላ። የራሱ የሆነ መቁረጫ ነጥብ አለው ያን መቁረጫ ነጥብ ያመጡ። ወደ ዩኒቨርሲቲ ይቀላቀላሉ ማለት ነው። ያላመጡት ደግሞ። ወደተለያየ ቴክኒክ እና ሙያ ይገባሉ ወይም ወደ ግል ኮሌጆች ወይም እንደገና ተፈትለው አስተካክለው አንብበው አጥንተው። የመግቢያ ውጤት የሚያመጡበት ሁኔታ ለማነው? ስለዚህ ዩኒቨርሲቲ ከገቡ በኋላ በተለያዩ እንደየ አቅማቸው አሁንም እንደየ ችሎታቸው እንደየ ግንዛቤያቸው። በተለያዩ ፊልዶች የትምህርት አይነቶች ይገባሉ ማለት ነው። ለምሳሌ። በሜዲስን ወይም ደግሞ በህክምናው ዘርፍ። በግብርናው ዘርፍ በትምህርቱ ዘርፍ። በተለያዩ ዘርፎች የሙያ ዘርፎች የሙያ ለሙያ የሚያበቃቸውን ትምህርት ዩኒቨርሲቲ ውስጥ ያገኛሉ ማለት ነው። ስለዚህ ያንን ካገኘ በኋላ አሁንም የዩኒቨርሲቲ ቆይታቸውን ለመፈተን ልክ ጨርሶ በሚወዱበት ጊዜ የመውጫ ፈተና የሚባል አለ። ያንን ፈተና አሁንም በትምህርት ሚኒስተር በኩል ይዘጋጃል ያን የተዘጋጀ ፈተና ደግሞ። ይፈተናሉ አሁንም ተፈትነው ጥሩ ውጤ ያመጡት ወይም ደግሞ የመቆርጫ ነጥቡን ያመጡት። አሁንም የተሻለ የመቀጠር እድል የተሻለ የስራ የማግኘት እድል ይዞ ከዩኒቨርሲቲ ይወጣሉ ማለት ነው። ስለዚህ ትምህርት በዚህ መልኩ በሀገራችን እየተከፋፈለ ይሰጣል ማነው? ስለዚህ ትምህርት የሚሰጥባቸው ቦታዎች ያው ቅድም እንዳሉት እንዳልኩት። የኬጂ ቦታዎች እነዚህ አንደኛ ደረጃ ትምህርት ቤት የሚባሉ አሉ ሁለተኛ ደረጃ ትምህርት ቤት የሚባሉ አሉ። ከዛም ሃይስኩል። ከዛ ኮሌጆች የግል ኮሌጆች አሉ የመንግስት ኮሌጆች አሉ። ዩኒቨርሲቲ አለ ዩኒቨርሲቲ ያው ዋናው ከፍተኛ የሚባለው ነው የተሻለ ውጤት ያላቸው ግንዛቤ ያላቸው ናቸው። ከዛ ከዩኒቨርሲቲ የተረፉት ደግሞ ቴክኒክ እና ሙያ የሚባል አለ ተግባር ተኮር የሆነ ትምህርት የሚያገኙበት ቦታ ስለሆነ። ትምህርታቸውን ይከታተሉበታል ማለት ነው

መረጃ እንግዲህ አንድ ሰው ስራውን የእለት ተዒለት ስራውን ለማከናወን መረጃ በጣም አስፈላጊ የሆነ ነገር ነው። መረጃ ከሌለ አንድ ሰው ስራ መስራት አይችልም፣ መንቀሳቀስ አይችልም ወይም ደግሞ ውጤታማ የሆነ ነገር ማከናወን አይችልም ማለት ነው። ስለዚህ የተለያዩ የመረጃ አይነቶች አሉ። መረጃዎች አሉ። ለምሳሌ ዛሬ ለምሳሌ የቀን የሚትሮሎጂ መረጃ ይኖራል። ሚትሮሎጂ ማለት የአየር ፀባይ የዛሬ የደብረ ማርቆስ ከተማ የአየር ፀባይዋ ምን ይመስላል? ዝናባማ ነው፣ ፀሀያማ ነው፣ ብርዳማ ነው ወይስ ምን አይነት የአየር ፀባይ ነው ያላት? ለስራ እኛ ለምንፈልገው የስራ አይነት ተስማሚ ነው ወይስ አይደለም? የሚለውን መረጃ የምናገኝበት ሚትሮሎጂካል መረጃ አለ ማለት ነው። ስለዚህ ይህንን መረጃ መሰረት አድርገን አለባበሳችንን ልናስተካክል እንችላለን፣ ጉዞአችንን ስራችንን ልናስተካክል ልንቀይር እንችላለን ማለት ነው ስለዚህ የአየር ፀባይ መረጃ በሜትሮሎጂስቶች አማካኝነት የሚሰጠው በጣም ወሳኝ የሆነ መረጃ ነው ማለት ነው ከዚህም በተጨማሪ ከቤታችን በምንወጣበት ጊዜ ለምሳሌ በከተማው ውስጥ ምን አይነት የሰላም የሰላም ሁኔታ አለ? ምክንያቱም አሁን ባለው ነባራዊ ሁኔታ የተለያዩ ግጭቶች አሉ። በዚህ በአማራ ክልል በተለይ ግጭቶች አሉ። በጠመንጃ የታገዙ ግጭቶች አሉ። ስለዚህ እነዚህ ግጭቶች ደግሞ መረጃ ሳይኖረን ዝም ብለን ከተንቀሳቀስን ግጭት ወዳለበት አካባቢ እንደርስ እና እስከ ህይወት ማጣት ድረስ ልንደርስ እንችላለን ማለት ነው። ስለዚህ መረጃ መያዝ አለብን፣ መሰብሰብ አለብን። ዛሬ እንዴት ነው ምን አለ ተኩስ አለ ወይ? የጸጥታው ሁኔታ እንዴት ነው መንቀሳቀስ እንችላለን ወይ? የሚሉ መረጃዎችን ቤታችን ላይ ሆነን ስልክ በመደወል ቴሌቪዥን የተለያዩ የሚዲያ አማራጮችን በመጠቀም ማረጋገጥ እንችላለን። ጓደኞቻችን ጋር በመደወል መጠየቅ እንችላለን ማለት ነው። ከዚህም በተጨማሪ መረጃዎች የተለያዩ መረጃዎች ይኖራሉ። ለምሳሌ ስራ በምንሰራበት ጊዜ መረጃ ያስፈልገናል። በመረጃ ያልታገዘ ስራ ያን ያህል ጠቃሚ አይደለም ማለት ነው ስለዚህ ለሰራነው ስራ ለምንሰራው ስራ መረጃ ወይም አስረጂ ያስፈልገናል ማለት ነው። ስለዚህ መረጃዎች በጣም ወሳኝ የሆኑ ነገሮች ናቸው። ለምሳሌ እኔ ስራ በምሰራበት ጊዜ ለምሳሌ ቢሮዬ ውስጥ ቁጭ ብዬ መረጃ ይሄን የሆነ ስራ ይሄን ይሄንን ሰርቻለሁ ብዬ ለአለቃዬ ወይም ደግሞ ለሚመለከተው አካል የምናቀር የምናገር ወይም ደግሞ ማቀርብ ከሆነ ምንድነው ለዛ ለሰራሁት ስራ ማስረጃ ያስፈልገኛል ስለዚህ ማስረጃህ ምንድነው? ከተባለ እንግዲህ የሆነ ማስረጃ ይኖረኛል ወይ ወረቀት የጹሑፍ ማስረጃ ወይ ደግሞ ሰው በአካል ቀርቦ የሚመሰክርበት ማስረጃ ይኖራል ማለት ነው። ከዚህም በተጨማሪ መረጃ እንግዲህ ያው ለምሳሌ ተማሪዎች በሚማሩበት ጊዜ ትምህርት መማራቸውን ለምሳሌ አንድ ሰው ተነስቶ እኔ አስራ አስራ ሁለተኛ ክፍል ተማሪ ነኝ ብል አስራ ሁለተኛ ክፍል ተማሪ ለመሆኑ ማስረጃ ወይም መረጃ ማቅረብ አለበት ማለት ነው ስለዚህ የሚመረከተው አካል ያ ልጅ እውነት አስራ ሁለተኛ ክፍል ደርሶ ከሆነ ይሄን ይሄን ውጤት በማምጣት ከዚህ ከዚህ ክላስ እንደዚህ ተብልዋል፣ እንደዚህ ይሆናል ብሎ መረጃዎችን የሚያስልክበት ሁኔታ አለ። ከዚህም በተጨማሪ የተለያዩ መረጃዎች የህክምና መረጃዎች አሉ። መረጃ ከዚህ በፊት የሰራናቸው የታከምንባቸው መረጃዎች አ። ለምሳሌ እኔ አሁን ታምሜ ወደ ህክምና በሚሄድበት ጊዜ ከዚህ በፊት እንደዚህ እንደዚህ ታምሜ ነበር፣ እንደዚህ እንደዚህ ተሰርቼ ነበር፣ ለምሳሌ እኔ ሰርጀሪ ተሰርቼ አውቃለሁ እና ትርፍ አንጀት የሚባለው እንትን ብሎብኝ ሰርጀሪ ተሰርቻለሁ እና ስለዚህ አሞኝ እንደገና ወደ ህክምና ብሄድ ከዚህ በፊት እንደዚህ እንደዚህ ታምሜ ታክሜያለሁ ብዬ ለዚያ ማረጃ ማስረጃ ማቅረብ አለብኝ ይኸው እዚህ ጋር ለምጣ አለ ወይም ደግሞ የህክምና መረጃዎች የተጻፉ መድሃኒት የገዛውባቸው ህክምና የታከሙባቸው፣ የአከመኝ ዶክተር የተለያዩ መረጃዎችን በማቅረብ ለገጠመው ችግር መፍትሄ ላገኝበት እችላለሁ ማለት ነው ስለዚህ መረጃ በጣም ወሳኝ የሆነ አንድ ሰው የተሻለ ስራ ለመስራት፣ የተሻለ አገልግሎት ለማግኘት ወይም ደግሞ ለመስጠት መረጃ በጣም ወሳኝ ነገር ነው ማለት ነው ስለዚህ የሆነ ሰው ይሄንን ሰርቻለሁ ካለ እንደዚህ አላሰራሁም ስራ የግድ ማስረጃ ማቅረብ አለበት ዝም ብሎ በአፉ ስለተናገረ ብቻ ያ ሰው ትክክል ነው ማለት አይቻልም። ስለዚህ ወይ የጽሁፍ ማስረጃ ማቅረብ አለበት ወይ የሰው ማስረጃ፣ የሰነድ ማስረጃ የተለያዩ ማስረጃዎች አሉ እነዚህን በማቀረብ የሚጠበቅበትን መረጃ በማሟላት የሚፈልገውን አገልግሎት ማግኘት ይችላል ማለት ነው።

እድለኛ ይላል እንግዲህ እድለኛ ያው በተለያዩ ነገሮች ሊገለጥ ይችላል። ሰዎች እድለኛ አይደለሁም እድለኛ ነኝ ይላሉ በተለያዩ አጋጣሚዎች በተለያዩ በሚገጥማቸው ፈተና ችግር ደስታ ሊሆን ይችላል። እድላቸውን ሲገልጹ ይታወቃል ማለት ነው። ለምሳሌ በጣም እድለኛ የሆኑ ሰዎች ሎተሪ የሎተሪ እድለኞች ይኖራሉ። ስለዚህ በመቶ ብር የቆረጡት ሎተሪ አንድ ሚሊየን ሁለት ሚሊየን ሃያ ሚሊየን ሃምሳ ሚሊየን ብር ሊደርሳቸው ይችላል ማለት ነው። ስለዚህ እነዚህ ሰዎች እድለኛ ነን ይላሉ። እንዲሁም ያልደረሳቸው ሰዎች ደግሞ እኔም እድል የለኝም እድለቢስ ነኝ ይላሉ ማለት ነው። ስለዚህ እድል በተለያዩ ነገሮች ሊገለጥ ይችላል። ለምሳሌ በትዳር ለምሳሌ አንድ ሰው ትዳር ትዳር ማግኘት በራሱ እድለኝነት ነው። ወንድም ሆነ ሴት ጥሩ የሆነ ባል ጥሩ የሆነ ሚስት ማግኘት ይሄ በራሱ እንደ እድለኛነት ነው የሚቆጠረው ማለት ነው። ስለዚህ ለምሳሌ የሆነ ሰው ጥሩ ባል ካገኘች የሆነች ልጅ ጥሩ ባል ካገኘች እና ጓደኛዋ በአጋጣሚ ካላገኘችው ወይም ደግሞ ካገኘችው ከባሏ ጋር ያልተስማማች ከሆነ በየጊዜው የምትጣላ ከሆነ አይ አንቺማ እድለኛ ነሽ የአንቺ ባልማ እንደዚህ ነው። አንቺ እኮ እንደዚህ አገኘሽ ብላ ራሷን እንደ እድለ ቢስ ጓደኛዋን ደግሞ እንደ እድለኛ በመቁጠር የተለያዩ ሀሳቦችን ይቀያየራሉ ማለት ነው። ስለዚህ እድል በተለያዩ መንገዶች ይገለጣል። ለምሳሌ ባልና ሚስቶች ቆንጆ ልጅ ካገኘ ካገኙ በርግጥ የልጅ መጥፎ ወይም ቆንጆ የሚባል ነገር የለም። ግን በጸባይ በስነ ምግባር የተሻለ እድል የተሻለ ልጅ ካገኙ ኡ እኔማ እኮ እድለኛ ነኝ። የኔ ልጅማ እኮ አይረብሽም የኔ ልጅማ እንደዚህ አያስቸግርም እያሉ እድላቸውን እንትን ይላሉ ማለት ነው ፈጣሪያቸውንም ያመሰግኑታል ማለት ነው። ስለዚህ ዙሮ ዙሮ ድል የሚለው ቃል እኔ እንደሚመስለኝ ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ ነው። ፈጣሪ አምላክ ከፈቀደ ያ ነገር ለእኛ ካዘዘው ወይም ደግሞ እድሏን ወደ እኛ ካደረገልን ያን ነገር እናገኛለን ማለት ነው። ትዳርም ከፈጣሪ ነው። ሀብትም ሀብት ንብረትም ከፈጣሪ ነው። ሌሎች ነገሮችም የሚገኙት ከፈጣሪ ስለሆነ ሰው ግን እድል ብሎ ነው የሚወስደው። ለምሳሌ ጥሩ የሰራ ሰው ጥሩ ያገኛል ጥሩ ባለሀብት ጥሩ መኪና ጥሩ ቤት ሊኖረው ይችላል። ግን ሰዎች ደግሞ ይሄንን እንደ እድል ሊቆጥሩ ይችላሉ እኔማ እድለቢስ ነኝ እኔማ ብሰራም እንደዚህ አላገኘሁም እንደዚህ አላገኘሁም ስራ አልተቀጠርኩም። እንደዚህ አላገኘውም ብለው ራሳቸውን ፈጣሪያቸውን ነው የሚወቅሱ ማነው ይሄ ደግሞ መሆን የሌለበት ነው። በእድላቸው ከማዘን ይልቅ መሆን ያለበት ምንድነው? ተግተው በመስራት በመጸለይ ፈጣሪን በማስቀደም የተሻለ ስራ በመስራት እና እነሱም ከዛ በዕድል ከሚያገኙት ይልቅ እነሱ ሰርተው ባገኙት ነገር መደሰት አለባቸው። ነው ብዬ የማስበው ምክንያቱም በዕድል የሚሆን ነገር የለም። ለምሳሌ እኔ ሚሊየን ጊዜ ሎተሪ ብቆርጥ እድል ከሌለኝ ላይደርሰኝ ይችላል ፈጣሪ ካላዘዘው ላይደርሰኝ ይችላል። ዝም ብዬ ለሙከራ እቆርጣለሁ ግን ከሆነ ይሆናል ካልሆነ አልሆነም የግድ ያ ነገር ለኔ እንትን አይደለም ማለት ነው። ከደረሰኝ ጥሩ እሰየው በዛ በደረሰኝ ነገር የተሻለ ስራ እሰራበታለሁ ህብረተሰቡን ቤተሰቦችን አገለግልበታለሁ የሚጠቅም ስራ እሰራበታለሁ ማለት ነው። ካልሆነ ግን እኔ እግዚአብሔር በፈቀደልኝ በሰጠኝ ሙያ በመስራት በመንቀሳቀስ የተሻለ ገቢ በማግኘት ኑሮዬን መቀየር ነው ያለብኝ። እንጂ አይ እኔማ እድለኛ ስላልሆንኩኝ ብዬ ሁሌ ማማረር የለብኝም። ምክንያቱም ሰዎች ብዙ ጊዜ ማማረር ይወዳሉ ያማርራሉ ስለዚህ እነዚህ የሚያማርሩ ሰዎች ደግሞ ብዙ ጊዜ ለስራ ዝግጁ አይደለም ብዬ ነው የምወስደው። ስራ ለመስራት ዝግጁ አይደሉም ምክንያቱም ስራ ሰርቶ ነው ሰው እንትን ማለት ያለበት ፈጣሪንም ቢሆን እንኳን እንትን ማለት ያለብን ፈጣሪ በመሰረቱ አይወቀስም። ግን ጠንክሮ በመስራት ጠንክረን ስንሰራ ስንለፋ የተሻለ ስራ ስንሰራ ቅን ስንሆን የዋህ ስንሆን ለሰው የምንራራ ስንሆን ፈጣሪም ነገሮችን ያመቻችልናል የምንፈልገውን ነገርም እናገኛለን ብዬ ነው የማስበው። ስለዚህ ትዳር ላይም ቢሆን በደንብ አስበንበት መክረንበት ተወያይተንበት ነው መጋባት ያለብን። ዝም ብለን እንዲሁ በዘፈቀደ እየገበን በኋላ እኔ እድለኛ አይደለሁም እኔ እድለኛ ነኝ ብንል ያ የሚሆን ነገር አይደለም ማለት ነው። ስለዚህ ሁሉን ነገር በልኩ ነው ማድረግ ያለብን። በስርዓቱ ፈጣሪን ሁሌ ከፊታችን በማስቀደም ነገሮችን መስራት ያለብን እንጂ እከሌ እድለኛ ነው እከሌ እድለኛ አይደለም እያልነህ ሁሌ ራሳችንን ማማረር

ችግር የለም ይባላል እንግዲህ ችግር የለም ይባላል። ግን ብዙ ጊዜ ያው ሰው ስለ ችግር ነው የሚያወራ ስለዚህ በተለይ በኢትዮጵያ ውስጥ በምንኖርበት ጊዜ ሰዎች በተለያዩ የተለያዩ ችግሮችን በመጥቀስ የቤት ችግር የምግብ ችግር የላሉ የአልባሳት ችግር የተለያዩ ነገሮችን በመጥቀስ ስለ ችግር ያወራሉ ማለት ነው። ስለዚህ ችግር የለም ማለት አንዳንድ ሰዎች የሚሉት አሉ። ለምሳሌ አይ አስቸገርኩህ አይደለ ምናምን ተውሎ ሲጠየቅ ለምሳሌ የሆነ እርዳታ ጠይቄው የሆነን ሰው ሳይመቸው ቀርቶ ግን ለኔ ሳይ ባልተመቸ ሁኔታ እኔን ለማገዝ በሚመጣበት ሰዓት አስቸገርኩ አይደለ ምናምን ስንለው አይ ችግር የለም ብሎ ይመልሳል ማለት ነው። ስለዚህ ያው ችግር በሚገጥመን ጊዜ የተለያዩ እርዳታዎችንን እንጠይቃለን ከሰው እንዲያግዙን የገንዘብ እርዳታ ሊሆን ይችላል። የጉልበት እርዳታ ሊሆን ይችላል ወይም ደግሞ ሌሎች እርዳታዎች ሲያስፈልጉን። ምንም ሰዎችን እንጠይቃለን ማለትነው። ስለዚህ እነዚያ ሰዎች ደግሞ ሳይኖራቸውም ሊሆን ይችላል ወይም ደግሞ ሳይመቻቸው እኛን ለመርዳት ዝግጁ ሲሆኑ እና መጥተው ሲያግዙን ምን እንላለን አስቸገርኩህ በጣም ይቅርታ ምናምን ስንለው አይ ችግር የለም ይላል ማለት ነው። ስለዚህ ችግር የለም የሚለው በዚህ መልኩ ሊገለጥ ይችላል ማለት ነው። ከዚህ ውጪ ግን ያው ችግር ኢትዮጵያ ውስጥ በተለይ በጣም መሰረታዊ የሆነ የሆነ መሰረታዊ የሆነ ነገር እየሆነ መጥቷል። ምክንያቱም ብዙ ሰው አሁን በኢትዮጵያ ውስጥ የሚኖረው በችግር ነው። የሚበላው ነገር ለማግኘት በጣም እየተቸገረ ነው። ምክንያቱም አሁን አንድ ኩንታል ጤፍ አስራ አራት ሺህ እስከ አስራ አምስት ሺህ ነው። የቤት ኪራይ በጣም ውድ ነው ከአምስት ሺህ ብር እስከ አስር ሺህ ብር እና ከዛ በላይ እየሆነ ያለበት ሁኔታ ነው ያለው። ልብስ ለመግዛት በጣም አስቸጋሪ ነው። ስራ ለመስራት በጣም አስቸጋሪ ነው። ምክንያቱም አሁን ያለው ነባራዊ ሁኔታ በተለይ በአማራ ክልል ያለው የጦርነት ግጭት በመንግስት እና በተለያዩ በፋኖ ሀይሎች አማካኝነት ግጭት አለ። የመንግስት ለውጥ ለማምጣት ምክንያቱም እነዚህ ሀይሎች መንግስትን ጫና ለማድረግ የህብረተሰቡን ችግር እንዲፈታ እያደረገ ለማድረግ ስለሆነ በጣም በህብረተሰቡም ተቀብሏቸው ያለበት ሁኔታ ነው። ያለው ስለዚህ በዚህም ውስጥ ሆኖ ግን ህብረተሰቡ ያለበት ሁኔታ በጣም በችግር ነው ምክንያቱም ጦርነት በሚኖርበት ሰዓት ሰው እንደፈለገ ከቦታ ቦታ ተንቀሳቅሶ ስራ መስራት አይችልም። ወይም ደግሞ የሚፈልገውን እዳር ቦታ ቁጭ ቢል አንድ ቦታ ቁጭ ቢል ደግሞ የሚፈልገውን ነገር ማግኘት በጣም ከባድ ነው የሚሆንበት። ስለዚህ ማህበረሰባችን በአሁኑ ሰዓት በጣም በከፍተኛ ችግር ውስጥ ነው ያለው ማለት ነው። ግን መንግስት ደግሞ በአንጻሩ ሰላም ነው ይሄንን ጽንፈኛ ሀይል አጥቼዋለሁ ምናምን እያለ የተለያዩ መግለጫዎችን ይሰጣል ግን መሬት ላይ ያለው ሃቅ ግን ይሄ አይደለም ማለት ነው። ችግር አለ። ችግሩ በጣም በዝቶ ተንሰራፍቶ አብዛኛው የህብረተሰባችን ክፍልም በችግር ውስጥ እያለፈ ያለበት ሁኔታ ነው ያለ ማለትነው። ስለዚህ የህንን ችግር ምን ማድረግ አለብን? መፍታት አለብን። መንግስትም ለህብረተሰቡ ትኩረት ሰጥቶ ነገሮችን ማመቻቸት አለበት። ለምሳሌ ከዚህ አዲስ አበባ ለመሄድ በጣም ችግር ነው። እኔ ካልነውበት ከደብረ ማርኮስ ወደ አዲስ አበባ ለመሄድ ምክንያቱም አዲስ አበባ ኦሮሚያ ክልልን አቋርጠን ነው እምንሄድ እዛ ላይ በምናቋርጥበት ጊዜ ደግሞ ሽፍቶች አሉ። ኦነግ የሚባል መንግስት በራሱ ያደረጃቸውን ሊሆን ይችላሉ። ወይም በራስ በራሳቸው የሚንቀሳቀሱ ስለዚህ እነዚህ ሰዎች ምንድነው የሚያደርጉት? ባስ ያስቆማሉ ህብረተሰቡን ያስወርዳሉ። የሚገሉትን ይገላሉ የሚፈልጉትን ደግሞ አፍነው በመውሰድ እስከ ሚሊየን ብር ድረስ አንድ ሚሊየን ሁለት ሚሊየን እስከመጠየቅ የሚደርሱበት አግባብ አለ ማለት ነው። ይሄ ደግሞ መንግስት ልዩ ትኩረት ሰጥቶ ካልፈታው ችግሩን ህብረተሰቡ አሁንም በችግር ውስጥ የሚቆይበት ሁኔታ ነው። ግን እሱ ችግር የለም ሰላም ነው እያለ በተለይ ሚዲያዎች ይሰጣል። ግን መሬት ላይ ያለውን ሀቅ ትክክለኛውን ስንናገር ስናወራ ግን ይሄ አይደለም ማለት ነው። ሰው በጣም ተቸግሮ የሚበላው አጥቶ ነው ያለም ነው ያለ ማለት ነው። ምክንያቱም አሁን እኔም እንኮአ አባይ የመንግስት ሰራተኛ ነኝ። ግን ይህንን መንግስት ስራ በምሰራበት ሰዓት የማገኘው ደሞዝ በቂ አይደለም። ምክንያቱም መንግስት በቂ የሆነ ደሞዝ ለሰራተኛው እየከፈለ አይደለም። ሀገሪቱ ልማት ላይ ናት እንዲህ ናት እንዲህ ናት እያለ የተለያዩ ሰዎችን በማብዛት ለህብረተሰቡ ተገቢውን ክፍያ እየከፈለ አይደለም። ስለዚህ ህብረተሰቡ በጣም በችግር ውስጥ ነው ያለው ማለት ነው። ስለዚህ መንግስት አስተካክሎ ችግር የለውም የሚለው ትቶ ችግሮችን መፍታት አለበት ብዬ አስባለሁ

ሶፍትዌር እንግዲህ አንድ የተማረ ሰው የሰራውን የሚሰራውን ስራ ቀለል የሚያደርግለት ስራውን በንጽህና በጽዳት እንዲሰራ የሚያደርጉ አጋዥ የሆኑ ነገሮች ናቸው። ስለዚህ ሶፍትዌሮች የተለያዩ ሶፍትዌሮች አሉ። ለምሳሌ የዎርድ ሶፍትዌር አለ። ኤክሴል ሶፍትዌር። እንዲሁም በተለይ በኢንጂነሪንግ ዘርፍ ላይ በኢንጂነሪንግ ዘርፍ ላይ የተለያዩ ሶፍትዌር አይነቶች አሉ። ቤትን ዲዛይን የምናደርግበት መንገድን ዲዛይን የምናደርግበት የተለያዩ ሶፍትዌር አይነቶች አሉ ማለት ነው። ስለዚህ ለምሳሌ እኔ የሃይዌይ ኢንጂነር ባለሙያ ነኝ። ስለዚህ ሃይዌይ ኢንጂነር ስሆን ደግሞ የተለያዩ ሶፍትዌሮችን እጠቀማለሁ ለመንገድ ስራ የሚጠቅሙ ማለት ነው። ከእነዚህ ሶፍትዌሮች መካከል በጣም የሚጠቀምበት አሁን አሁን ባለው ሁኔታ ለኔ ምቹ ሆኖ ያገኘሁት ለዲዛይን ለማስተማሪያነት የምንጠቀምበት ሶፍትዌር። ሲቪል ስሪዲ አውቶካድ ሶፍትዌር ይባላል ወይም ደግሞ ሲቪል ስሪዲ ነው የሚባለው። ስለዚህ ይሄንን ሲቪል ስሪዲ በመጠቀም መንገድ ዲዛይን አደርጋለሁ ማለት ነው። ስለዚህ አንድ መንገድ ደግሞ በዲዛይን በሚደረግበት ጊዜ መማላት መሟላት ያለባቸው ነገሮች አሉ። ስለዚህ ዲዛይን ሳደርግ እኔ ምንድነው እነዛን ነገሮች እንዲያሟላልኝ አድርጌ ዲዛይን አድርጌ አደርጋለሁ ማለት ነው። ቢሮ ላይ ቢሮዬ ላይ ወይም ደግሞ ክፍሌ ውስጥ ቁጭ ብዬ ቤቴ ላይ ቁጭ ብዬ ማለት ነው። ስለዚህ የመንገድ ስራ ለመስራት ምንድነው አንደኛ ሶፍትዌሮች የተለያዩ ሶፍትዌሮች ያስፈልጉ ያስፈልጋሉ። ብያለው እነዚያን ሶፍትዌሮች ደግሞ ራን ለማድረግ የምትጠቀምባቸው የተለያዩ መሳሪያዎች አሉ ለምሳሌ ላፕቶፕ ኮምፒውተር። ዳታ ለመሰብሰብ የምንጠቀምበት ለምሳሌ ቶታል ስቴሽን የሚባል አለ። አንድ መንገድ ለመስራት ቶታል ስቴሽን ያስፈልጋል ያ ቶታል ስቴሽን ለምንድነው የምጠቅመው? የመንገዱን ነባራዊ መናን ተፈጥሮአዊ ሁኔታውን የምንለይበት የምንገልጽበት ዳታ የምንሰበስብበት ማለት ነው። ስለዚህ ኢሊቬሽን ቦታዎችን የምንለይበት ቦታ ነው። ስለዚህ መንገድ ሲሰራ መንገድ መረጣ ሚባል አለ። መንገድ ስንመርጥ ከመረጥን በኋላ ደግሞ ዳታ ሰርቬይንግ ዳታ አለ። ስለዚህ ይሄን ሰርቬይንግ ዳታ በቶታል ስቴሽን አማካኝነት እንሰበስባለን ማለት ነው። ስለዚህ ሰርቫየሮች ያንን የራሳቸው ሶፍትዌር አላቸው በዚያ ሶፍትዌር። ዳታውን ሰብስበው አቀናብረው በተለየ ፎርማት ይሰጡናል ማለት ነው። በኤክሴል ፎርማት ማለት ነው ስለዚህ ያንን በኤክሴል የመጣልንን ዳታ እኛ ኢንጂነር የሚባሉት ሃይወይ ኢንጂነር የሚባሉ ደግሞ ምን ያደርጋል? የተለያዩ የመንገድ ስራዎችን ጂኦሜትሪክ ዲዛይን የሚባል አለ። እነዚህን የተለያዩ ራዲየስ ደግሞ የከርብ ሌንግዙ ዲፍሌክሽናል ግሎ ምን ያህል ነው? የሚለውን የምንለይበት የምናስቀምጥበት የመንገዱን ርዝመት የምንለካበት እንትን አለ ማለት ነው። ስለዚህ ሲቪል ስሪዲያችን ውስጥ በማስገባት የተለያዩ ስራዎችን እንሰራለን ማለት ነው። ያንን የሰራነው ስራ ደግሞ በፕሪንተር በፕሪንተር ፕሪንት በማድረግ ለሚፈለገው አካል ብሉ ፕሪንት ይባላል። ስለዚህ ቁጭ አድርገን በዚህ ቦታ ይሄን ያህል መንገድ ቆረጥ አለ ይሄን ያህል ፊል አለ ይሄን ያህል ግሬድ ወይም ዳገት አለው። ይሄን ያህል ቁልቁለት አለው ይሄን ያህል ወንዝ አለ። ብሪጅ ሚያስፈልገው ከሆነ ወይም ደግሞ ድልድይ የሚባለው ማለት ነው። ይሄን ያህል ድልድይ አለ ስለዚህ የዚህ ድልድይ ምን ያህል እንዴት ነው መሰራት ያለበት? ዲዛይኑ ምን ይመስላል የሚለውን በትክክል የምናስቀምጥበት የሚያስቀምጥልን ሶፍትዌር ተብሎ ይጠራል። ማለት ነው ለምሳሌ ስትራክቸራል ኢንጂነሩ አንድ ቤት ዲዛይን ሲያደርግ ምንድነው የሚጠቀማቸው ነገሮች ማቴሪያሎች ከምንድነው የሚሰሩት ቤቱ ከምንድነው የሚሰራ ምን ያህል ስትሪንግዝ መኖር አለበት። ምንድነው ለምን አገኘሁት ነው። የሚለውን ኮንሲደር አድርጎ ከዛ በኋላ የሚያስፈልጉ ብረቶችም የብረቶችን ስፋት መጠን በደንብ ቁልጭ አድርጎ የሚያስቀምጥልን በሶፍትዌር አማካኝነት ነው። ማለት ነው። ስለዚህ አንድ ቤት ኢኮኖሚ ካለበት በሆነ መንገድ እንዲሰራ ምን መደረግ አለበት መጀመሪያ በሶፍትዌር መታገዝ አለበት ማለት ነው። ስለዚህ ያ ሶፍትዌሩ ይሄን ያህል ብረቱ በዝቷል ብረቱ አንሷል ይሄን መሸከም አይችልም ይሄ ከሆነ እዚህ ጋር ይወድቃል ይሄ ከሆነ እዚህ ጋር እንደዚህ ይሆናል የሚለውን በደንብ የሚያስቀምጥልን በስርዓት ብረቶችም የሎዱን የሚያስቀምጥልን ስለሆነ በጣም አስፈላጊ የሆነ ነገር ነው

መተኛት የሚለው ቃል እንግዲህ ብዙ ጊዜ ሰው ውስጥ ቀን ሲሰራ ሲለፋ ሲደክም ብሎ ኖሮ የደከመ ሰውነቱን የሚያሳርፍበት ሰዓት ነው ማለት ነው። ስለዚህ ቀን አለ ማታ አለ ሰው ማታ ቀን ሲሰራ ይውላል ማታ ላይ እረፍት ያደርጋል ይተኛል ማለት ነው። ስለዚህ ስለ አስራ ሁለት ሰዓት ቀን አለ ይሄንን ሲሰራ ይውላል ማታ ደግሞ አስራ ሁለት ሰዓት ከአራት ሰዓት ከምሽቱ አራት ሰዓት ከምሽቱ ሶስት ሰዓት ጀምሮ እንደሁኔታው እንደቤተሰቡ ሁኔታ ይተኛል። እና እስከ አስራ ሁለት ሰዓት እስከ አስራ አንድ ሰዓት እንትን ይላል ማለት ነው እረፍት ያደርጋል ማለት ነው። ስለዚህ ይሄ መተኛት ብዙ ጊዜ አብዛኛው ሰው የሚያደርገው እረፍት የሚያደርግበት ስራ ጥሩ ለሚቀጥለው ቀን ጥሩ የሆነ ስራ ለመስራት አእምሮውን እረፍት አድርጎ ንጹህ አድርጎ የሚዘጋጅበት ስለሆነ በጣም ወሳኝ የሆነ ነገር ነው ማለነው። መተኛት ስለዚህ ሰው ሲተኛ ያው የተለያዩ ጥቅሞች አሉት። ያው ቅድም እንዳሉት ጥቅሞች አሉት እነዚያን ጥቅሞች ለማግኘት የግድ እረፍት ማግኘት አለበት ከዚያው ውጪ ግን በሚቀጥለው ቀን የሚፈልግ የሚፈልግበትን አይነት ስራ በሚፈለገው ጥራት ላያሳካ ይችላል ማለት ነው። ስለዚህ ሰዎች ብዙ ጊዜ በቀን ከ ስምንት ሰዓት እስከ አስር ሰዓት ምናምን ቢተኙ ጥሩ ነው ይባላል። ሳይንሱም የሚፈቅደው ነገር ስለሆነ ይህንን ሰዓት ካልተኙ ግን አእምሯቸው ጫና እየበዛበት ይሄዳል ማነው ስለዚህ በደንብ ነገሮችን አስበው አመዛዝነው ለመስራት ውጤታማ የሆነ ስራ ለመስራት የግድ መተኛት አለባቸው ማለት ነው። ከዚህ ውጪ ግን አሁን ለምሳሌ ህፃናቶች በጣም የአንድ ወር የሁለት ወር እስከ ስድስት ወር ያሉ ህፃናት በቀን ከአሥራ ስምንት እስከ ሃያ ሰዓት መተኛት አለባቸው ነው የሚባለው። እና ህፃናቶች ሲተኙ አእምሯቸውን ሰብሰብ አድርገው እንትን ይላሉ ማለት ነው ስለዚህ እረፍት ያስፈልጋቸዋል ማለነው። ሲንቀሳቀሱ ምን ሲሉ ብዙ ጊዜ ሰውነታቸውም በደንብ አይፋፋም የሚበሉትን ምግብም አይመቻቸውም ማለት ነው። ስለዚህ ሲተኙ በጣም ሰውነታቸውን ለውጥ ያሳያል ማለት ነው። ቶሎ ታጥሎ ይታጠባሉ በቀዝቃዛ ውሃ ታጥበው እረፍት ያደርጋሉ ስለዚህ እነዚህ ህፃናቶች ቢያንስ በቀን ከአሥራ ስምንት እስከ ሃያ ሰዓት ከሃያ አራት ሳ ከሃያ አራትቱ ሰዓት ማለት ነው። መተኛት አለባቸው ነው የሚባለው አዋቂ ሰው ከሆነ ግን ከስምንት ሰዓት እስከ አስር ሰዓት ወይም ደግሞ እስከ አስራ ሁለት ሰዓት ቢተኛ ይመከራል። እንቅልፍ በጣም ምኝታ ወይም በጣም ሲበዛ ደግሞ የራሱ የሆነ ጉዳትም አለው። ምክንያቱም አእምሮአችን እየደከመ ነው የሚሄደው ልክ እየደበዘዘ ስራ የመስራት የመስራት የማሰብ ችሎታችንን እየቀነሰ ስለሚሄድ። ምኝታ በጣም የሚያበዙ ሰነፍ ሰነፍ ሰዎች አሉ እነዛ ሰነፍ ሰዎች ደግሞ ይህንን ነገር ማስወገድ አለባቸው። ምክንያቱም የተወሰነ ሰዓት መተኛት የተወሰነ ሰዓት መስራት ነው ለምሳሌ አንዳንድ ሰዎች ማታ በጣም የሚሰሩ ሰዎች ቀን ላይ የሚተኙ አሉ። ቀን ላይ ማለት የሃያ ደቂቃ የሠላሳ ደቂቃ ናፕ ትባላለች ያቺ በተለይ ተማሪዎች የዩኒቨርሲቲ ተማሪዎች ይቺንን ናፕ ብዙ ጊዜ ይወስዳሉ ምሳ ከበሉ ሰዓት ለሃያ ደቂቃ ወይም ለሰላሳ ደቂቃ ትንሽ እረፍት ያደርጋሉ። ይተኛሉ ከዛ በኋላ ተነስቶ የሚፈልጉትን አይነት ስራ መስራት ይችላሉ ማንበብ ይችላሉ ውጤታማ የሆነ ንባብ ማካሄድ ይችላሉ ማለት ነው። ከዚህም በተጨማሪ ሌሎችም እንደ ስራው አይነትና ፀባይ ቀን ላይ የተወሰነ እረፍት የሚያደርጉ አሉ። ከዚያ ውጪ ግን የቀንን በተለያየ ምክንያት ድካም ቢኖርባቸውም ቡና በመጠጣት ሻይ በመጠጣት የተለያዩ ካፊን ያላቸውን ነገሮች በመጠቀም ምን ማድረግ ይችላሉ በማስወገድ ይችላሉ ማለት ነው። ምክንያቱም የእነሱ ስራ ሞር ቀን ካልሰሩ ማታ ለመስራት ስለሚቸገሩ ነው። ተማሪ ከሆነ ግን ቀን ላይ ትንሽ ናፕ ከወሰደ ማታ የተወሰነ ገፋ አድርጎ መጠቀም ይችላል ማልነው እስከ ሰባት ሰዓት እስከ ስምንት ሰዓት ማንበብ ይችላል ማለነው ስለዚህ ይህንን ለማድረግ የስራው ሁኔታ የስራው ፀባይ የስራው አይነት ይወስነዋል። ከዛ ከዚያ በተጨማሪም ሬጉላር የሆኑ ስራ ወይም ደግሞ መደበኛ የሆነ ስራ የሚሰሩ ሰዎች በቃ ቀን ላይ ይሰራሉ ማታ ላይ በቤተሰባቸው በሚፈቅደው እንትን መሰረት ይተኛሉ ማለነው። ለምሳሌ ሶስት ሰዓት የሚተኛ ቤተሰብ አለ አራት ሰዓት የሚተኛ ቤተሰብ አለ። እስከ አምስት ሰዓት እስከ ስድስት ሰዓት የሚቆይ ቤተሰብ አለ። እንደየሁኔታው እንደየቤተሰቡ ሁኔታ ጠዋት ቀደም ብሎ የሚነሳ አለ አስራ አንድ ሰዓት አስራ ሁለት ሰዓት ስለዚህ መተኛት የሚለው ይህንን ይገልጻል ማለት ነው።

ማሳወቂያ ይላል እንግዲህ ማሳወቂያ ያው የተለያዩ ነገሮችን ለሌሎች ሰዎች የምናሳውቅበት እንደ ማስታወቂያ ብዬ ነው እኔ የምረዳው። ስለዚህ ማስታወቂያ ለምሳሌ ትምህርት ቤት በምናይበት ጊዜ። አንድ መምህር አንድ ፔሬድ ገብቶ ክላስ ውስጥ የሚያስተምረው ለአርባ ደቂቃ ነው ስለዚህ አ አርባ ደቂቃ ካስተማረ በኋላ ሰዓት ላይኖረው ይችላል ወይም ደግሞ ላያይ ይችላል ስራ ስራውን ሲያይ ማለት ነው። ስለዚህ ደወል ማሳወቂያ ደወል ይደወላል ማለት ነው ስለዚህ ያ በሚደወለው ደወል ከተደወለ ሰዓት አልቋል ውጣ ለሚቀጥለው ተረኛ። ግዜውን ውን ልቀቅ ቦታውን ልቀቅ የሚል መልእክት ያስተላልፋል ማለት ነው። ስለዚህ ማሳወቂያ የተለያዩ ማሳወቂያዎች አሉ። ለምሳሌ ሰው በሚሞ በሚሞትበት ሰዓት። ደወል ይደወላል ከቤተክርስቲያን አካባቢ ጥሩምባ በየሰፈሩ ይነፋል። ያ ማለት ሰዎች ትኩረት እንዲሰጡት ትኩረት ሰጥተው ደግሞ ለዚያ ነገር ምላሽ እንዲሰጡ እንዲዘጋጁ ያደርጋል ማለት ነው። ስለዚህ። ማሳወቂያ በተለያዩ ነገሮች ሊገለጥ ይችላል ከዚህም በተጨማሪ። ደብዳቤ ሊጻፍ ይችላል ደብዳቤ ተጽፎ ለዚያ ሰው መረጃው መልእክቱ እንዲደርሰው ይደረጋል። ለምሳሌ አንድ ሰው አንድ በአንድ የመንግስት መስሪያ ቤት ውስጥ ስራ ሊቀጠር ይችላል ስለዚህ ያ የተቀጠረ ሰው። የተቀጠረ መሆኑን ማሳወቂያ ወይም ደግሞ ማስተዋወቂያ ደብዳቤ ይጻፍለታል ማለት ነው። ለእሱ ይጻፍለታል ለ ለሚመለከተው ለአለቃው ወይም ደግሞ ለዲፓርትመንት። ለኮሌጅ ለገንዘብ ወይም ደግሞ ደሞዝ ለሚከፍሉ እንትኖች ማሳወቂያ ይደርሳቸዋል ማለት ነው። ስለዚህ ይህንን ማሳማስ ማሳወቂያ ተጠቅሞ ያንን ሰው የሚፈለገውን ስራ እንዲሰራ የሚፈለገውን ጥቅማ ጥቅም ደሞዝ እንዲያደርግ ያደርጋሉ ማለት ነው። ስለዚህ ማሳወቂያ የሚለው በተለያዩ መንገዶች ሲገለጽ የተለያየ ትርጉም ይኖረዋል ማለት ነው። ስለዚህ ማሳወቂያ በጣም ወሳኝ የሆነ መረጃን እንደመቀያየር ማለት ነው። መረጃ የሆነ ቦታ ላይ ይከሰታል የሆነ መረጃ የሆነ ነገር። ስለዚህ ያንን መረጃ ለሆነ ሰው ማሳወቅ ማለት ነው። ለሚመለከተው በተለይ ለሚመለከተው ሰው መረጃውን እንዲደርስ ማድረግ ነው ማለት ነው። ለምሳሌ የተለያዩ ሁነቶች ሊካሄዱ ይችላሉ። በዓላት ሊከበሩ ይችላሉ መንገድ ሊዘጋጋ ይችላል ስለዚህ ይሄ መረጃ ለህብረተሰቡ እንዲደርስ። ምን ማድረግ አለበት ቦታ ቀይረው መንገድ ቀይረው እንዲሄዱ የተለያዩ ማሳወቂያ መንገዶች ይጠቀማሉ ማለት ነው። ለምሳሌ በሬድዮ በቴሌቪዥን ሚረገ የሚነገሩ ማሳወቂያዎች አሉ። ልክ እንደ ማስታወቂያ አይነት ማለት ነው። ስለዚህ ሰው እነዚህን መረጃዎች በተለያየ መንገድ በመሰብሰብ መረጃዎችን። ለራሱም ይጠቀማል ለሚመለከተው ሰውም ያስተላልፋል ማለት ነው። ስለዚህ የማሳወቂያ መንገዶች የተለያዩ ናቸው። ከዚህም በተጨማሪ ክላስ ውስጥ አንድ መምህር ገብቶ በሚያስተምርበት ጊዜ። እውቀት ነው መረጃዎችን ከመምህሩ ወደ ተማሪዎች ነው የሚተላለፈው። ስለዚህ እነዛ ተማሪዎች እንዲያውቁ የተፈለጉትን ነገር እንዲያ ማሳወቂያ መንገዶች የተለያዩ መንገዶች ነው። ለምሳሌ መዋለ ህፃናት መምህራን ሲያስተምሩ ህፃናቶች እንዲያሳውቁ ወይም ደግሞ የማሳወቂያ መንገዶች የተለያዩ ናቸው። ስዕሎችን በመሳል እንስሳትን በመሳል። የተለያዩ ቁጥሮችን ምልክቶችን በመጠቀም የሆነን ነገር እንዲያውቁ ያደርጋሉ። ለምሳሌ ኤ ኤ ፎር አፕል ብሎ ህፃናቶች አሁን ይይዛሉ ኤ ፊደል ኤ የምትባላትን? ምን ያደርጓታል ሌተር ኤን። ኤ ፎር አብል ቢ ፎር ቦል እያሉ እነዚህን ነገሮች በምን? በመሳል ስዕሎችን በመሳል በቀለን በተለያዩ ቀለሞች በመቀባት እንዲያውቁ ያደርጋሉ ማለት ነው። ስለዚህ መምህራን የተለያዩ የማሳወቂያ ዘዴዎችን የማስተማሪያ ስልቶችን እንደመጠቀም ማለት ነው። በሌላ አባባል በመጠቀም እንዲያውቁ ያደርጋሉ። ከፍ ስንልም ሃይስኩል ሃይ ዩኒቨርሲቲ ውስጥ ያሉ ተማሪዎችም የተለያዩ የማሳወቂያ ዘዴዎች ይኖራሉ። በግሩፕ ተማሪዎች እንዲዎ እንድወያዩ በማድረግ አሳይመንት እንዲሰሩ በማድረግ። ቴስት ኩዊዝ የመሳሰሉትን ነገሮች እንዲሰሩ በማድረግ የተለያዩ የማሳወቂያ መንገዶችን መምህራኖች ይጠቀማሉ ማለት ነው። ስለዚህ በዚያ መሰረት መረጃው ከሆነ ቦታ ወደሚፈለገው አካል ይተላለፋል ማለት ነው።

ይቅርታ ይላል እንግዲህ ይቅርታ ማለት ያው ሁለት እና ከዛ በላይ የሆኑ ሰዎች የሆነን ለምሳሌ የሆነ ሰው የሆነ ስህተት ሊሰራ ይችላል። የሆነ ሰው ያላግባብ ሊሳደብ ይችላል ወይም ደግሞ ጥፋት ሊያጠፋ ይችላል። አትስራ የተባለውን ስራ ሰርቶ ሊገኝ ይችላል እና። ሰዎች ለዛ ለሰሩት ጥፋት ለሰሩት ነገር መጥፎ ነገር ምን ይጠይቃሉ ይቅርታ ይጠይቃሉ ማለት ነው። ስለዚህ ይቅርታ ማለት ሰው የማይሳሳት ሰው የለም። ሰው ያጠፋል ጥፋት ያጠፋል ሰው ሲንቀሳቀስ። ስለዚህ በዚህ ጊዜ ምን ይደረጋል? ይቅርታ ይላል ማለት ነው። ያን ሰው የበደለውን ሰው ያጠፋው ላጠፋው ጥፋት ለበደለው በደል። ይጠይቃል ማለት ነው። ስለዚህ ያ ሰውም ተቀብሮ ይቅርታውን እንደበፊቱ ኑሯቸውን ይቀጥላሉ። ማነው? ለምሳሌ የሆነ ሰው የሆነ ጎረቤት ሊጣላ ይችላል ጎረቤት ከጎረቤት ይጣላል ጓደኛ ከጓደኛ እህት ከወንድሙ እናት ከአባቱ እንደዚህ የተለያዩ ጸቦች አሉ። ስለዚህ እነዚህ ጸቦች የሚፈቱት በምንድነው? በአብዛኛው በይቅርታ ነው። ሽማግሌዎች የሚያስታርቁት ችግሮችን የሚፈቱት ምንድነው? በይቅርታ ነው። በቃ ችግሩ አንዴ ተፈጥሯል ስለዚህ ለዚህ አለ የተፈጠረው ነገር ይቅርታ በል ያጠፋው ወገን ይቅርታ ይጠይቃል። ለምሳሌ አንድ ልጅ ቤተሰቦቹን ሊበድል ይችላል የተለያዩ ጥፋቶችን ሊያጠፋ ይችላል። አታድርግ የተባለው ወለደ ነገር አድርጎ ሊገኝ ይችላል። ስለዚህ ያ ደግሞ ቤተሰቦችን የሚያስወቅስ ከሆነ የቤተሰቦችን ስብእና የሚነካ ከሆነ ወይም ሊሳደብም ይችላል አንዳንድ ባለጌ ሰው አይጠፋም። ስለዚህ ይሄ ምን ማድረግ አለበት? ይቅርታ መጠየቅ አለበት ማለት ነው። ቤተሰቦቹን እናቱን አባቱን እህቱን ወንድሙን ማንኛውንም ሰው የሰደበውን ሰው ወይም ደግሞ ላጠፋው ጥፋት በቃ ይቅርታ እንደዚህ አድርጌያለሁ ከዚህ በኋላ አይደገመኝም። ይቅርታ ማለት ከዚህ በፊት ያጠፋው ጥፋት አለ ከዚህ በኋላ ግን አይደገመኝም ብሎ ይቅርታ ይጠይቃል። ለዚህ ለጠየቀው ይቅርታ ደግሞ ያ ቤተሰብ ያ አካል ይቅር ብዬሃለሁ ከዚህ በኋላ ግን እንደዚህ አይነት ስራ እንዳትሰራ ብሎ ይቅርታ ያደርግለታል ማለት ነው። ስለዚህ ሽማግሌዎች ብዙ ጊዜ ያው እንደዚህ አይነት ችግሮችን በማቻቻል በማመካከር ሁለተኛ እንዳይደገሙ በማድረግ የመፍታት ባህሉ አላቸው። በተለይ በኢትዮጵያ እንደዚህ አይነት የሽምግልና ስራዎች በጣም የተለመዱ ናቸው። ሰዎች በተለይ በግብርና ስራ በሚሰሩበት ጊዜ የተለያዩ የጸብ መንስኤዎች አሉ። ለምሳሌ ልጅ ከልጅ ይጣላል ልጅ ከልጅ በሚጣላበት ጊዜ ቤተሰብ ከቤተሰብ ይጣላል እናትና አባት ይጣላሉ። ወንድም እህት ይጣላል። በከብት በእንስሳት አዝመራዬን አስበላህብኝ እህሌን አስበላህብኝ ብሎ ሊከስ ይችላል የሆነ ሰው ጎረቤቱን ሊከስ ይችላል። ስለዚህ ለዛ ለተከሰሰው ነገር ያ ሰውም ይቅርታ ይጠይቃል። ካሳ የሚያስፈልግበት አጋጣሚ የሚኖራል ማለት ነው። ስለዚህ የወደመውን ንብረት በጣም ብዙ ከሆነ ካሳ ይጠይቃል ማለት ነው። ለምሳሌ አዝመራ በሚበላበት ሰዓት ያው ብዙ ጊዜ ካሳ እንትን አይባልም ግን። አዝመራ ሲበላ ወይ በሬ ሲሰርቅ ለምሳሌ ሌቦች አሉ ገጠር አካባቢ በሬ የሚሰርቁ ከብት እንስሳ እንስሳለን በግ ፍየል የሚሰርቁ ሌቦች አሉ ሌባ ልጆች አሉ። እነዛ ልጆች የሆነ ጊዜ የሆነን በሬ የሆነን በግ ሳርቀው ወስደው ይጠቀሙና ከሆነ ጊዜ በኋላ መረጃ ሲገኝ ይያዛሉ። በሚያዙበት ጊዜ። ለዛ ለሰሩት ስራ ለሰሩት ጥፋት አንደኛ ይቅርታ እንዲጠይቁ ይደረጋል ሁለተኛ የወሰዱትን ነገር እንዲመልሱ በተለያየ ሚንስ እንዲመልሱ ይጠየቃሉ ማለት ነው። ስለዚህ ከዛ በኋላ ግን ከመለሱ በኋላ ከታረቁ በኋላ ያው ከዚህ በኋላ ወዳጅነታቸው ፍቅራቸው እንዳል ይቀጥላል ማለት ነው። ስለዚህ ይቅርታ በጣም ወሳኝ የሆነ ነገር ነው። በተለይ በተለይ ደግሞ በቤተሰቡ ውስጥ አለመግባባቶች ይፈጠራሉ ለምሳሌ በባልና ሚስት በአንድ ቤተሰብ የተለያዩ ሰዎች የሚኖሩበት አንድ ትልቅ ተቋም ነው። እናት አባት እህት ወንድም አክስታጎት አያት ድረስ ሊደርስ ይችላል። ስለዚህ እነዚህ ሰዎች በተለያየ ምክንያት ግጭቶች ይፈጠራሉ አለመግባባቶች ይፈጠራሉ እነዚህም አለመግባባቶች ደግሞ የሚፈቱት በይቅርታ ነው። ማለት ነው። ብዙ ጊዜ ያ ያጠፋው አካል ይቅርታ ይጠይቃል። ከዛ በኋላ ሁለተኛ እንደዚህ አይነት ስራ እንዳትሰራ ሁለተኛ እንደዚህ አይነት ጥፋት እንዳታጠፋ ተብሎ ተመክሮ ተገስጾ አስፈላጊው ቅጣት ይደረግበትና ይቅር ብሎ ከቤተሰቡ ጋር ኑሮውን ይቀጥላል ማለት ነው። ስለዚህ ይቅርታ በተለያዩ መንገዶች ይገለጻል ማለት ነው።

እቅድ ይላል እንግዲህ እቅድ ማለት ያው አንድ ሰው የእለት ተእለት ስሮ ስራውን ለመስራት የተለያዩ እቅዶችን ያቅዳል። ስለዚህ እነዚያ እቅዶች ለምሳሌ የቀን እቅድ አለ በየእለቱ የምንሰራው ስራ እቅድ አለው። ሳምንታዊ እቅድ አለ በዚህ ሳምንት ውስጥ እነዚህን እነዚህን ስራዎች መስራት አለብን ብለን እናቅዳለን። ወራዊ እቅድ አለን በዚህ ወር ውስጥ በወር ውስጥ የምናከናውናቸው የተለያዩ ስራዎች አሉ። ስለዚህ ለነሱም እቅድ እናወጣለን። ከዛ ገፋ ሲል ደግሞ አመታዊ እቅድ አለ። ስለዚህ በአንድ አመት ውስጥ አስራ ሁለት ወሮች አሉ ሶስት መቶ ስልሳ አምስት ቀኖች አሉ። ስለዚህ በእነዚህ ቀኖች በእነዚህ ወሮች ውስጥ ምን ምን ስራዎችን መስራት አለብን ብለን አቅዶችን እናቅዳለን ማለት ነው። የምንሰራቸውን ስራዎች የምናከናውናቸውን ክንዋኔዎች እናቅዳለን በቅደም ተከተል እቅድ። በጣም መሰረታዊ የሆነ ነገር ነው። ምክንያቱም ነገሮችን ስራዎችን በቅደም ተከተል ለመስራት የሚፈጅባቸውን ጊዜም ለመበጀት ለመመደብ እቅድ በጣም ወሳኝ የሆነ ነገር ነው። ማር ነው ስለዚህ እቅድ በተለያዩ ነገሮች። ሊገለጥ ይችላል። ማነው ለምሳሌ አንድ ቤተሰብ ዘንድሮ በደንብ ጠንክሬ ሰርቼ በደንብ በርትቼ እነዚህ እነዚህን ስራዎች በመስራት የራሴ የሆነ የተሻለ ገቢ በማመንጨት ቤት መስራት እቅዴ ነው። ወይም ደግሞ የቤቱን የተወሰነ አካል የተወሰነ መዋቅር በዚህ ማደስ አለብኝ ወይ ቦታውን መግዛት ሊሆን ይችላል። ወይ ቦታው ካለ ደግሞ መሰረቱን ማውጣት ሊሆን ይችላል። መሰረቱ ወጥቶ ከሆነ ግድግዳውን ወደ ጣራውን የማስቀመጥ ቀለም የመቀባት የተለያዩ ስራዎችን እናቅድለታለን ማለት ነው። ከዚህ በተጨማሪም መኪና እገዛለሁ በዚህ አመት ልጅ እወልዳለሁ። ለምሳሌ ቤተሰብ የተለያዩ እቅዶችን ያቅዳል በአንድ ቤተሰብ ውስጥ የሚኖሩ ባልና ሚስት ልጅ አህት ወንድም እቅድ እቅድ ያቅዳሉ። ስለዚህ ቤተሰብ እቅድ ሲያቅድ ምንድነው? አንደኛ የወር ደሞዙን አቅዶ መጠቀም አለበት እቅድ ያስፈልገዋል። የወር ደሞዝ ይኖረዋል ወይም አመታዊ ገቢ ይኖረዋል ወራዊ ገቢ ይኖረዋል የቀን ገቢ ይኖረዋል ስለዚህ ይህንን ገቢውን በእቅድ በቅደም ተከተል መግዛት መጠቀም አለበት ማለት ነው። ለምሳሌ ጤፍ ቅድሚያ የሚያስፈልግ ከሆነ ጤፍ ከቤት ከሌለ ጤፍ መግዛት አለበት። በቆሎ መግዛት አለበት በርበሬ አተር የመሳሰሉትን ነገሮች ቅድሚያ ሰጥቶ መግዛት አለበት። ለልጆች ልብስ የሚያስፈልግ ከሆነ ልብስ መግዛት አለበት። ከዚያ ውጪ ቅድሚያ የሚሰጣቸው ነገሮች አሉ። በቤት ውስጥ ስለዚህ እንደዚህ አንድ ቅድሚያ የሚሰጣቸውን ነገሮች ቅድሚያ በመስጠት መሰረታዊ የሆኑ ፍላጎቶችን በማሟላት ከዛ የሚተርፈውን ደግሞ ለተለያዩ አመታዊ እቅዶች በተለያዩ ወጪዎች ማቀድ አለበት ማለት ነው። ከዚህ በተጨማሪ የቤተሰብ ምጣኔም እቅድ ያስፈልገዋል። ስለዚህ አንድ ባልና ሚስት አንድ ላይ በሚኖሩበት ጊዜ ልጆች ይወለዳሉ ስለዚህ እነዚያ ልጆች የሚወለዱት በእቅድ ነው። ታቅዶ ፕሮግራም ወጥቶላቸው ይወለዳሉ ማለት ነው። ስለዚህ በዚህ አመት ልጅ መውለድ አለብኝ ልጄን ወልጄ ማሳደግ መንከባከብ አለብኝ። ወይም ደግሞ በዚህ አመት ልጄን ለትምህርት ስለደረሰ ትምህርት መግባት አለበት። የሚል እቅድ እይዛለሁ ማለት ነው። ስለዚህ ለትምህርት የሚያስፈልጉ ግብአቶች ምንድን ናቸው እነዛን ማሟላት አለብኝ ለእነዚያም እቅድ ማውጣት አለብኝ ማለት ነው። በየወሩም ክፍያ የሚያስፈልገው ነገር ካለ ለዚያ ነገርም ዝግጁነት ማሳየት አለብኝ ማለት ነው። ስለዚህ እቅዶች በጣም የአንድ ሰው አንድ ቤተሰብ ወይም ደግሞ የሰው ልጅ በአጠቃላይ በሚኖርበት ጊዜ እቅድ አውጥቶ መንቀሳቀስ አለበት። እቅድ ከሌለው? ምንም አይደለም በቃ ዝም ብሎ ነገሮችን በዘፈቀደ የሚሰራ የሚሄድ የሚወጣ የሚገባ ከሆነ ያ ምንም ውጤታማ ሊሆን አይችልም በህይወቱም የተሳካለት ሰው አይደለም ብሎ ይወሰዳል ማለት ነው። ስለዚህ እቅዳችን በደንብ ለምሳሌ ለመዝናናት እቅድ ልናወጣ እንችላለን። ለዚያ ለምንዝናናበት ነገር በጀት ያስፈልገዋል። ለዚያ እቅድ እቅድ ነው። ያም አንድ የእቅድ አካል ስለሆነ በጀት እንበጅታለን ስለዚህ ለእነዚህና ለመሳሰሉት ነገሮች እቅዶችን በማዘጋጀት በፕሮግራም ነገሮችን ማከናወን አለብን። ማለት ነው

ኪሳራ ይላል እንግዲህ አሁን የምንወያይበት ወይም ደግሞ የምገልጸው ቃል ማለት ነው ስለዚህ ኪሳራ በተለያዩ መንገዶች ሊገለጥ ይችላል። ለምሳሌ ነጋዴ በሚነግድበት ጊዜ ኪሳራ አጋጠመኝ ይላል። ያ ኪሳራ እንግዲ በተለያዩ መንገዶች ሊመጣ ይችላል። አንደኛው ያ ያመጣበት የገዛው እቃ ከገዛበት ዋጋ በታች ከሆነ የሚሸጠው ኪሳራን ያስተናግዳል። ሁለተኛ ደግሞ ያመጣው እቃ ሊበላሽ ይችላል ሊሰረቅ ይችላል። የተለያዩ ነገሮች ሊያጋጥሙት ይችላል ስለዚህ የሚፈለገውን ያህል ገቢ ካላስገኘ ኪሳራ ነው ይባላል ማለት ነው። ስለዚህ ትርፍና ኪሳራ አንድ ሰው በሚንቀሳቀስበት ጊዜ ሁሌ የሚያጋጥሙ ነገሮች ናቸው። አንድ ሰው ስራ የሚሰራው ወይ ሊያተርፍ ነው ወይ ሊከሰር ነው። ስለዚህ እኔ ለምሳሌ በምንቀሳቀስበት ጊዜ ወይም አንድን ስራ በምሰራበት ጊዜ ወይ ትርፍ አገኝበታለሁ ወይ ከስርበታለሁ ከሁለት አንዱ ነው። ግን ብዙ ጊዜ ትርፍ ነው የሚጠበቀው ብዙ ጊዜ ትርፍ ነው የሚገኘው ግን አልፎ አልፎ በተለያዩ ምክንያቶች ኪሳሮች ይገጥማሉ። ኪሳራዎች ይገጥማሉ ስለዚህ እነዚህን ኪሳራዎች ደግሞ በተለያዩ መንገዶች ማካካስ ትምህርት በመውሰድ ከነዛ ከከሰርንንባቸው ኪሳራዎች ትምህርት በመውሰድ። ማስተካከል አለብን ማለት ነው። ስለዚህ በተለይ ነጋዴ ንግድ በሚነግድበት ጊዜ ይሄን ኪሳራ እንትን ማለት አለበት ግምት ውስጥ ማስገባት አለበት ማነው ትርፍ አለ ይሄ የተጠበቀ ነው ሁሌ ደግሞ ትርፍ አይገኝም። በተለያዩ ምክንያቶች ደግሞ ኪሳራ ይመጣል ማለት ነው። ለምሳሌ አንድ ሽንኩርት ነጋዴ ሽንኩርት በሚነግድበት ጊዜ ሽንኩርት ያው ከሆነ አካባቢ ይመረታል። ወደሆነ አካባቢ ይጓጓዛል ማለት ነው ስለዚህ ለምሳሌ የገዛበት ዋጋ አለ ከዛ ለትራንስፖርት የሚያወጣው ወጪ አለ። ትርፍ አለ ስለዚህ ይህንን አስቦ ነው የሚንቀሳቀሰው ማለት ነው። ስለዚህ የገዛበትን ለትራንስፖርት ያወጣውን ወጪ ያሰባል ከዛ ትርፍ ይሄን ያህል ባተርፍ በኪሎ ይሄን ያህል ባተርፍ ብሎ ሂሳብ ይሰራል በዚያ መሰረት ነው። ለምሳሌ ሰላሳ ብር የገዛውን ሽኩርት ለትራንስፖርት ሁለት ብር ቢያወጣለት በኪሎ ማለት ነው። ለተለያዩ ወጪዎች አንድ ብር ምናምን ብሏል ልክ ሰላሳ አምስት ብር ቢሸጠው ትርፍ የተወሰነ ይዞ እንደዛ ነው መሰራት ያለበት ግን። ኪሳራዎች ደግሞ በተለያየ ምክንያት ያጋጥማሉ ለምሳሌ ሽንኩርቱን ይዞ በሚመጣበት ሰዓት መንገድ ቢዘጋጋበት እነዚህ መንገድ ላይ ብዙ ሰዓት ቢቆይ እና በመድረስ ባለበት ሰዓት ሳይደርስ ቀርቶ የገበያው ሁኔታ ቢቀያየር ኪሳራ ያስተናግዳል ማለት ነው። ከዛ በተጨማሪ ደግሞ ሽንኩርት በተፈጥሮ ቶሎ የሚበላሽ የምግብ አይነት ነው። ስለዚህ ይሄ ቶሎ የሚበላሽ ምግብ መንገድ ላይ መንገድ ተዘግቶ ቢቆም ያ መኪና ቢቆም ያ መንገድ ሽንኩርቱ ግማሹ የመበላሸት እድል አለው ማለት ነው። ይቦርቃል ቶሎ ውሃ ሰውነቱ በውሃ እንትን ያለ ስለሆነ ቶሎ የሞብረቅ የመበላሸት እድል አለው። ስለዚህ ያንን ታሳቢ ማድረግ አለበት ያ ነጋዴ በሚገዛበት ሰዓት መንገዱ ሰላም ነው ወይ አሁን በፈለኩት ሰዓት ለምሳሌ ዛሬ ከሆነ የገዛው ልክ ነገ የሚፈለገው ቦታ ላይ ይደርሳል ወይ? ሌሎች ነገሮችስ ምንድን ናቸው? ፋክተሮች ሌሎች ተጽዕኖ ሊያደርሱ የሚችሉ ወይ ዋጋው እንዲጨምር ወይ ሊቀንስ የሚችሉበት ሁኔታስ አለው ወይ? የሚለውን እንትን ማለት አለበት ለምሳሌ ሽንኩርት በብዛት የሚገባ ከሆነ ምርቱ ገበሬው በደንብ አምርቶ ከሆነ ዋጋው እየቀነሰ የመሄድ እድሉ በጣም ሰፊ ነው ስለዚህ ይህንን ታሳቢ ማድረግ አለበት ማለት ነው። አንድ ነጋዴ ሲንቀሳቀስ ከዚህ በተጨማሪ ሌላ ኤግዛምፕል ወይም ደግሞ ምሳሌ ብኖስድ በርበሬ ለምሳሌ አሁን ወቅታዊ የሆነ ነገር ነው በርበሬ ስለዚህ በርበሬ አሁን ምርቱ የለም ይባላል። ከቦታ ቦታ ለማንቀሳቀስ ከምርት ካለበት ቦታ ወደ ሌላ ቦታ ለመንቀሳቀስ የተለያዩ እንቅፋቶች አሉ ይባላል ያ ማለት የትራንስፖርት ችግር አለ። በእነዚህና በመሳሰሉት ነገሮች የበርበሬ ዋጋ በጣም እየጨመረ ያለበት ሁኔታ ነው ያለው አሁን ባለው ሁኔታ ማለት ነው። ስለዚህ ይህንን የበርበሬ ዋጋ በምንገዛበት ጊዜ ሊቀንስ ይችላል ወይስ ሊጨምር ይችላል? ምርቱ ካለ መቼም ዋጋው ይቀንሳል። አቅርቦቱ ይጨምራል ማለት ነው ስለዚህ ምርቱ በገበሬው በኩል በአምራቾች በኩል የምርት በቂ የሆነ ምርት ካለ የሆነ ጊዜ የትራንስፖርት ችግር ቢኖርም ይሄ ችግር እንዲፈታ የሚችል ነገር ነው። ወቅታዊ የሆነ ነገር ስለሆነ ይሄን ነገር ታሳቢ በማድረግ ንግድ መነገድ እንችላለን ማለት ነው። ባቆየውስ ከዚህ የተሻለ ይጨምርልኛል ወይስ ይቀንሳል? ለምሳሌ ታህሳስ ላይ የገዛሁትን ሀምሌ ነሀሴ መስከረም ብሸጠው ምንድነው ትርፉ ጉዳቱ ምንድነው? የሚለውን ታሳቢ ማድረግ ያስፈልጋል ማለት ነው።

አርብ ይላል እንግዲህ አርብ ማለት ቀኖች በሳምንት ውስጥ ሰባት ቀኖች አሉ። እነዚህ ቀኖች ደግሞ የራሳቸው የሆነ ስያሜ አላቸው። ለምሳሌ ከሰኞ ጀምረን ሰኞ ማክሰኞ እሮብ ሀሙስ አርብ ቅዳሜ እሁድ እያለን እንቆጥራቸዋለን ማለት ነው። ስለዚህ አርብ ማለት ከሰባቱ ቀናቶች ውስጥ አንዱ ነው ማለት ነው። ስለዚህ ከሰኞ ጀምረን ለምሳሌ ሰኞ የስራ ቀን የሳምንቱን የስራ ቀን የምንጀምርበት ቀን ነው። ማክሰኞ እሮብ ሀሙስ እያልን አርብ እንደርሳለን። አረብ ደግሞ የሳምንቱን ስራ የምንጨርስበት እና ልክ ወደ እረፍት ልክ በሳምንት ሰባት ቀናት አሉ ከሰባቱ ቀናት ውስጥ መደበኛ ስራ የሚሰራባቸው ቀኖች በተለይ በመንግስት ሰራተኛው ከሰኞ እስከ አርብ ነው። የሚሰራ እሁድ እና ቅዳሜ የእረፍት ቀን ነው ማለት ነው። ስለዚህ እሁድና ቅዳሜ እረፍት ለመሆን አርብ የመጨረሻዋ የስራ ቀን ናት ማለት ነው። ስለዚህ በዚች ቀን የተለያዩ ስራዎቹ ይሰራሉ። ሳምንታዊ ስራ ይገመገምበታል በተለይ በመንግስት ስራ ሰራተኞች በኩል ሳምንቱ እንዴት ነበር እንዴት አለፈ ምን ምን ስራዎች ተሰሩ ምን ምን ጠንካራ ጎኖች ደካማ ጎኖች ይለዩበታል። ስለዚህ በዚያ መሰረት ለወደፊቱ ደግሞ ምን ማድረግ አለብን የሚለውን እቅድ የሚያዝበት የመጨረሻዋ ቀናት ናት ማለት ነው። አርብ ማለት ነው ስለዚህ በዚህች ቀን ብዙ ጊዜ ተወዳጁ የሆነች ቀን ናት። ምክንያቱም በስራ የሰነበተ አእምሮአችንን ዘና የምናደርግበት ቀን ነው ማለት ነው። አርብ ማለት ነው። ሌላ አርብ በኦርቶዶክስ በተለይ በኢትዮጵያ ኦርቶዶክስ እምነት ተከታዮች ዘንድ የጾም ቀናት ሮብና አርብ የድህነት የድህነት የሚባለው ጾም። ሰባት አጽዋማት አሉ ከነዛ አጽዋማት ውስጥ አንደኛው የድህነ ጾም የሚባለው አርብና እሮብ ነው። ስለዚህ አብዛኛው የኢትዮጵያ ኦርቶዶክስ እምነት ተከታይ የሆነ በዚህ ቀን ምን አያደርግም ምግብ በጧት አይበላም ማለት ነው። በጧቱ ምግብ አይበላም በተለይ እስከ ስድስት ሰዓት እስከ ሰባት ሰዓት ከቻለ የሚችል ሰው ደግሞ እስከ ስምንት ሰዓት ቅዳሴ አስቀድሶ የሚበላበት ቀን ነው ማለት ነው። ስለዚህ ይቺ ይቺ ቀን የጾም ቀን ስለሆነች በዚች የጾም ቀን ደግሞ እስከ ስድስት ሰዓት መጾም ብቻ ሳይሆን ወተት እና የስጋ ተዋጽኦ የሆኑ ምጎች በተለየ የማይበሉበት ቀን። ስለሆነ በዚህ ቀን ወተት አይጠጣም ወተት እና የወተት ውጤቶች አይብ እርጎ ቅቤ የመሳሰሉት ነገሮች በእነዚህ በዚች በዚች ቀን አረብ እና እሮብ በተለይ አንጠቀምም ማለት ነው። ከዛ በተጨማሪ ስጋ እና የስጋ ውጤቶች ከስጋ ጋር ግንኙነት ያላቸው ምግቦች አይወሰዱም ማለት ነው። በዚህ በእምነቱ ተከታይ ውስጥ ዘንድ ማለት ነው ስለዚህ ይቺ ቀን አሁንም በዚህ በእምነቱ ዘንድ በጣም የምትከበር ልዩ ቦታ ያላት ቀን ስለሆነች በጣም የምትወደድ ቀን ናት ማለት ነው። ስለዚህ አርብ በጣም ደስ የምትል በተለይ ተማሪዎች በገጠራማው የሀገራችን ክፍል ያሉ ተማሪዎች በአብዛኛው ወደ ከተማ ሄደው ነው ትምህርት የሚማሩት እና ትምህርት ከሰኞ እስከ አረብ ነው የሚታወቀው። የሚሰጠው ልክ አርብ እለት ምንድነው ትምህርታቸውን ጨርሰው ወደ ቤተሰቦቻቸው የሚሄዱበት ቀን ነው። እና በዛ ቀን በጣም ደስታ ነው የሚሰማቸው። ልክ የእረፍት ሰዓታቸው ስለሆነ እሁድና ቅዳሜ ዘና ብሎ ሰኞ ወደ ትምህርታቸው ለመመለስ ልክ ወደ ቤተሰብ ለመሄድ የሚያደርጉት ዝግጅት ስለሆነ ደስ የሚል ስሜት ነው የሚሆነው። ምክንያቱም ልክ ከሰኞ እስከ አርብ እንዳልኩት የመንግስት ሰራተኛውም የተለያዩ ስራዎች በተለያዩ ስራዎች ተወጥሮ የሚቆይበት ነው። ተማሪውም በትምህርት በጥናት በፈተና በተለያዩ ነገሮች አእምሮው በጣም ሲያሰራ ሲያጨናንቅ የቆየበት ቀን ነው። አርብ እለት ግን ምንድነው ልክ በቃ ዘና ብሩህ ተስፋ የሚያይበት ነው ማለት ነው። ዘና ብሎ ወደ ቤተሰብ ምግብም አልቆበት ሊሆን ይችላል። ለምሳሌ ያ ተማሪ የሚበላው ነገር ካሌለው የቤተሰብ ጋር ሄዶ አምጥቶ ነው የሚለው ማነው ስለዚህ? ችግሮችን የሚፈታበት ቤተሰቦቹን የሚያገኝበት ቀን ስለሆነ ወሳኝ የሆነ ቀን ነው ማለት ነው። አርብ እለት ስለዚህ የአርብ የሚለው በዚህ መልኩ ይገለጻል ማለት ነው

ማርች ማለት እንግዲህ ወር ነው በእንግሊዘኛ ነው የተጻፈው ማርች በእንግሊዘኛ ወር ነው በአማርኛ ማርች ማለት መጋቢት ማለት ነው። ስለዚህ መጋቢት ይባላል በአማርኛ በእንግሊዘኛው ማርች ጃንዋሪ ፌብሩዋሪ ማርች ይባላል። ስለዚህ ወይም ደሞ በፈረንጆች አዲስ አመት ሚጀምረው ጃንዋሪ ወይም ደሞ ጥር ላይ ነው። ስለዚህ ጥርን አንድ ብንል ጃንዋሪ ፌብሩዋሪ ማርች በውጮች ሶስተኛው ወር ወራቸው ነው ማለት ነው። ስለዚህ ይህ ወር የተለያዩ ክን ዋኔዎች የሚከናወኑበት ወር ነው። በተለይ በኢትዮጵያ ስናይ መጋቢት ማለት በጋ የበጋ ወቅት ነው። የበጋ ወቅት ነው ግን ምርትም በአብዛኛው ተሰብስበው ወደ ጎራ ወደ ጎተራ የሚገባበት እናት ተወቅቶ ለመብል ለገበያ ለተለያዩ ነገሮች የሚውሉበት ወቅት ነው። ከዚህ በተጨማሪም መጋቢት ያው በተወሰነ መልኩ የዝናብ ሚያገኙ አካባቢዎች አሉ የበልግ ዝናብ ሚባለው ማለት ነው። ስለዚህ ይህንን የበልግ ዝናብ በመጠቀም አርሶ አደሮች የእርሻ ስራ ያከናውናሉ ለክረምቱ ስራቸው እንዲቀልላቸው ማለት ነው። በበጋ ወይም ደሞ በመጋቢት የእርሻ ስራ በተለይ ቦቆሎ ለመዝራት ግንቦት ላይ ነው ቦቆሎ ሚዘራው። ስለዚህ ይህንን ቦቆሎ ማሳ በግብረ በግብርና የተለያዩ ግብአቶችን በመጠቀም ይታረሳል ይለሰልሳል ማለትነው። በትራክተር ሊሆን ይችላል ወይም ደሞ በገበረ በሬ በመጥመድ በቅሎ አህያ የተለያዩ እንስሳትን በመጠቀም የእርሻ ስራ ይከነውናል ማለት ነው። በመጋቢት ወር ከዛ ውጪ ግን በአብዛኛው ፀሀያማ የሆነ ፀሀይ የሚበዛበት የበጋ ወቅት ነው ምንም አይነት ዝናብ የለለበት ድርቅ የሚባል ነው። ስለዚህ ይህ ወቅት ብዙ ግዜ በግብርናው አለም እንስሳቶች ራሱ ሚመገቡት የሚያጡበትን ምክንያቱም ሚዳው አቧራ ነው ሚሆነው አቧራ የሚቦንበት ምንም አይነት ለእንስሳት የሚሆን መኖ መስክ ላይ የማይገኝበት ደረቅ የሆነ ቦታ ነው። ፀሀያማ ነው ስለዚህ በዚህ ወቅት ገበሬዎች ምንድነው? ሚያደርጉት እንስሳቶችን ይንከባከባሉ ማለት ነው። ውሃ የውሃ እጥረትም የሚኖርበት አጋጣሚ አለ ምንጮች በአብዛኛው ይደርቃሉ በጣም ትልልቅ የሆኑ ወንዞች ካልሆኑ እነዚህ ደከም ደከም ያሉ በቅርብ ቦታ የሚነሱ ምንጮች የሚደርቁበት የሚደርቁበት ወይም የውሃ አቅርቦት የማይሰጡበት ሁኔታ ይፈጠራል። ማለትነው ስለዚህ በዚህ ወቅት እንስሳቶቻቸውን ውሃ ወዳለበት አካባቢ ወስደው በማጠጣት ሳር ወዳለበት አካባቢ እነሱ የሰበሰቡት ጭድ ካለ ገለባ ካለ ድርቆሽ ካለ ያንንም ፀሀይ ጥላ ቦታ በማስቀመጥ የሚንከባከቡበት ወቅት ነው። ከዚውም በተጨማሪ የተለያዩ በዓላቶች የሚከበሩት ለምሳሌ መጋቢት ብዙ ግዜ በኢትዮጵያ ኦርቶዶክስ እምነት ተከታዮች ዘንድ የጾም ወቅት ነው የአብይ ጾም የሚባለው። ከሰባቱ አጽዋማት አንዱ የሆነው ጾም የሚጾምበት ወቅት ስለሆነ ሙሉ በሙሉ ሊሆን ይችላል ወሩን ሙሉ በሙሉ ሊሆን ይችላል በከፊል ሊሆን ይችላል ግን የጾም ወቅት የሚሆንበት ስለሆነ ጾም የሚካሄድበት ስግደት ሰዎች በብዛት ወደ ቤተክርስቲያን ህደው ጸሎት የሚያደርሱበት ፈጣሪያቸውን የሚያመሰግኑበት ወቅት ነው። ስለዚህ በአብዛኛው ስራ የጉልበት ስራም የለም። በዝያ ወቅት ምክንያቱም እርሻ ለማረስ ያው ዝናብ መኖር አለበት ዝናብ የለለበት ድርቅ የሚባል ነው። ስለዚህ ይህ ወቅት ብዙ ግዜ በግብርናው አለም እንስሳቶች ራሱ የሚመገቡት የሚያጡበትን ምክንያቱም ሚዳው አቧራ ነው ሚሆነው አቧራ የሚጎንበት ምንም አይነት ካልዘነበ ግን የእረፍት ጊዜያቸው ግብርና ላይ እረፍት የሚያሳልፉበት እንስሳት በመንከባከብ ራሳቸውን ልብሳቸውን በማጠብ በቃ የእረፍት ሰዓታቸው ነው። በግብርና ስራ የሚተዳደር ሰው በዚያ ወቅት ብዙ የስራ ጫና የሌለበት ቤተሰብ ከቤተሰብ የሚገናኝበት የተለያዩ ድግሶች ሰንበቴ እድር የተለያዩ እንትኖች ካሉ ተሰብስበው መረጃ የሚለዋወጡበት ወቅት ነው። ከዛ በተጨማሪ ግን እቅድ የሚያወጡበት ለክረምት ስራቸው ምክንያቱም ክረምት ላይ ክረምት ዝናብ የሚዘንብበት ወቅት ነው። ይህንን መሬት ይህንን ቦታ እዚህ ቦታ ያለውን መሬት ቦቆሎ እዘራዋለሁ ይህንን ጤፍ እዘራለሁ። ለዚያ የሚያስፈልገኝም ግብአት ምርጥ ዘር ሊሆን ይችላል መዳበሪያ ለዚያም መግዣ የሆነ የሚሆን ብር ማዘጋጀት እንስሳት የሚታረሱ እንስሳት ካሉ በሬ አህያ በቅሎ ፈረስ እንደዚህ አይነት ካሉ እነሱን የማዘጋጀት እና የተለያዩ ስራዎችን የሚሰሩበት እቅድ የሚያወጡበት ወቅት ስለሆነ በጣም ወሳኝ የሆነ ጊዜ ነው። ወይም ደሞ ወር ነው ማለት ነው።

የምስክር ወረቀት ይላል እንግዲህ የምስክር ወረቀት ማለት አንድ ሰው የሆነ ስራን ይሰራል ስለዚህ ለዛ ለሰራው ስራ እውቅና ለመስጠት የምስክር ወረቀት ይሰጠዋል ማለት ነው። ስለዚህ ለምሳሌ አንድ ተማሪ ከአንድ እስከ አስራ ሁለተኛ ክፍል ተምሮ ሊጨርስ ይችላል ማለት ነው። ስለዚህ አስራ ሁለተኛ ክፍል ነኝ ብሎ መረጃ የሆነ ቦታ ቢጠየቅ ነኝ ቢል መረጃ አምጣ ነው የሚባለው ስለዚህ ያን መረጃ ደግሞ ከዛ ትምህርት ቤት የሚሰጠው የምስክር ወረቀት ነው ማለት ነው። ስለዚህ ያ የምስክር ወረቀት ለምሳሌ ከዛ ትምህርት ቤት ሲማር የወሰዳቸው የትምህርት አይነቶች የተማራቸው የትምህርት አይነቶች እና ውጤቱ ምን ያህል ውጤት አመጣ ደረጃው ጻባዩን ምኑን የሚገልጽ የምስክር ወረቀት አለ ማለት ነው። ያን የምስክር ወረቀት ይዞ ለምሳሌ አስራ ሁለተኛ ክፍል ነኝ አስገቡኝ ብሎ የሆነ ትምህርት ቤት ቢሄድ ያ እንደ መረጃ ይጠቅመዋል ማለት ነው። ከዛ ውጪ ግን የአስራ ሁለተኛ ክፍል ይሁን ስድስተኛ ክፍል ይሁን አንደኛ ክፍል ይሁን ወይም ምንም አይነት የትምህርት ደረጃ ይኑረው አይኑረው ማስረጃ የለውም ማለት ነው። ስለዚህ አንድ ሰው ለሰራው ስራ የምስክር ወረቀት ያስፈልገዋል። ለምሳሌ አንድ የዩኒቨርሲቲ ተማሪ ለምሳሌ ተማሪ ትምህርት ይገባል ትምህርት ገብቶ ዩኒቨርሲቲ ተምሮ አራት አመት ሊሆን ይችላል ራሱ ሶስት አመት አምስት አመት ትምህርት ተምሮ ይወጣል ማለት ነው። ስለዚህ በሚወጣበት ጊዜ የምስክር ወረቀት ይዞ ነው የሚወጣው። ከዛ ትምህርት ቤት ከዛ ዩኒቨርሲቲ ለሁለት አመት ለሶስት አመት እነዚህ እነዚህን ኮርሶች ተምሮ በዚህን ያህል ውጤት የወጣ መሆኑን የሚገልጽ የምስክር ወረቀት ይሰጠዋል ማለት ነው። ስለዚህ ያንን የምስክር ወረቀት ይዞ ዩኒቨርሲቲ ተምሬያለሁ እከሌ ከሚባል ለምሳሌ ደብረማርቆስ ዩኒቨርሲቲ ለሶስት አመት በዚህ በአማርኛ የትምህርት ክፍል በሲቪል ኢንጂነሪንግ በኤሌክትሪካል ኢንጂነሪንግ ወይም በተለያዩ የትምህርት መስኮች ተምሬ ይሄን ያህል እንደዚህ አይነት እውቀት አለኝ ለማለት ምንድነው የምስክር ወረቀት ያስፈልገዋል ማለት ነው። ስለዚህ ዩኒቨርሲቲው መጨረሻ ላይ የሚሰጠው የዩኒቨርሲቲ የምስክር ወረቀት አለ ልክ ኮርሶቹን የሚፈለገውን ውጤት ካመጣ በኋላ የሚሰጠው የምስክር ወረቀት አለ ያንን የምስክር ወረቀት ለሚፈለገው አካል በማቅረብ የሚፈልገውን አገልግሎት ማግኘት ይችላል ማለት ነው። ከዚህ በተጨማሪ አሁን በዩኒቨርሲቲ ደረጃ እየተሰጠ ያለ ግምገማ አለ ያ ግምገማ ምንድነው? ተማሪዎች አራት አመት ሶስት አመት አምስት አመት ስድስት አመት ተምረው ሲሚው ሲወጡ የሚፈለገውን እውቀት ይዘዋል ወይስ አልያዙም የሚለውን ትምህርት ሚኒስተር የሚገመግምበት የመውጫ ፈተና የሚባል አለ። ስለዚህ ይሄ የመውጫ ፈተና ማለት ከዛ ዩኒቨርሲቲ ላይ እነዚህ ተማሪዎች ለሶስት አመት ለአራት አመት ለአምስት አመት ተምረዋል በሚፈለገው በገቡበት የትምህርት መስክ ማለት ነው። ስለዚህ የሚፈለገው እውቀት አላቸው ወይስ የላቸውም የሚለውን ይገመገማሉ የመውጫ ፈተና የሚባለውን ይፈተናል አጠቃላይ የሆነ ተመሳሳይ በአገር አቀፍ ደረጃ የሚዘጋጅ ፈተና ነው። ስለዚህ የትምህርት ሚኒስተር ያወጣዋል የትምህርት ሚኒስተር አውጥቶ ለዩኒቨርሲቲዎች ልኮ አስፈትኖ ይገመግማል ማለት ነው። ስለዚህ ያለፉት የመቁረጫ ነጥቡን ያመጡት ሃምሳ ሊሆን ይችላል። ያመጡትን ውጤት ይጽፍላቸዋል ማለት ነው። ስለዚህ እከሌ የሚባለው ተማሪ በዚህ ትምህርት ቤት በዚህ ትምህርት ክፍል ለሶስት አመት ተምሮ ተምሯል ለዚህም ምስክር ይሆን ዘንድ ይህንን ሰተነዋል ተብሎ ከነ ውጤቱ ይገለጽለታል ማለት ነው። ስለዚህ ያ ተማሪ በዚያ ትምህርት ቤት ውስጥ በዚያ የትምህርት መስክ የሚፈለገውን እውቀት ይዟል ተብሎ የሚገመገምበት ነው ማለት ነው። ስለዚህ ለቅጣር ለስራ ቅጥር በሚሄድበትጊዜ በሚወዳደርበት ጊዜ ያችንን የምስክር ወረቀት ይዞ ይሄዳል ማለት ነው። ስለዚህ ማንኛውም ሰው ሄዶ መወዳደር አይችልም ምክንያቱም ያ ወረቀት የግድ ያስፈልጋል የምስክር ወረቀት ከሌለው ውጤት ከሌለው የትም ቦታ ሄዶ ስራ መስራት ስለማይችል ማለት ነው። ስለዚህ የምስክር ወረቀት በጣም ወሳኝ ነው። አንድ ሰው ለሰራው ስራ ለተማረው ትምህርት እውቅና መስጠት ማለት ነው። ስለዚህ እውቅና ሲሰጠው ያ እውቅና ደግሞ ያ የምስክር ወረቀት ደግሞ ከተለያዩ ቦታዎች ሂዶ ተቀጥሮ እንዲሰራ የገቢ ምንጭ እንዲያመነጭ ገቢ እንዲያገኝ ህይወቱን እንዲቀይር ህብረተሰቡንም እንዲያገለግል በዛ ሙያ የሚጠቀምበት ስለሆነ በጣም ወሳኝ የሆነ ነገር ነው። ሁሉም ሰው የምስክር ወረቀት ሊኖረው ይገባል። ለምሳሌ የሆነ ሰው የሆነ ሙያ እችላለሁ ካለ ለዛ ለቻለው ለሚችለው ነገር የሆነ ሰው እውቅና መስጠት አለበት። ለምሳሌ የሆነ ሶፍትዌር ማሰልጠን ሊሆን ይችላል። የመማር ማስተማር ልምድ አለኝ ቢል ለምሳሌ ለዚያም ምስክር መስጠት አለበት። ያ ዩኒቨርሲቲ ያሰራው ዩኒቨርሲቲ በዛ ሰው የምስክር ወረቀት መስጠት አለበት ማለት ነው።

እሁድ ይላል እንግዲህ እሁድ ያው የተቀደሰች እለት ናት እለተ ሰንበት ተብላ ትታወቃለች ስለዚህ በሳምንት ሰባት ቀናቶች አሉ ከነዛ ቀናቶች ውስጥ አንደኛው እሁድ ነው። በዚች እለት እንግዲህ ብዙ ተአምራቶች የተደረጉባት ቀና ሰው የተለያዩ ሰዎችን የሚጠይቅበት የታመሙትን የተራቡትን የተቸገሩትን የሚጠይቅበት የሚለግስበት ቀን ስለሆነች በጣም በተለይ በኢትዮጵያ ኦርቶዶክስ እምነት ተከታዮች ዘንድ በጣም የምትወደድ የተቀደሰች ቀንናት ማለትነው። ስለዚህ በዚህ እምነት ውስጥ ያሉ በተለይ እሁድ እሁድ ወደ ቤተክርስቲያን በመሄድ በሌላውም እምነት ያሉ ወደየቤተክርስቲያናቸው ሙስሊሙም ወደ መስጊዱ በመሄድ የአምልኮ ስርዓት የሚፈጸምበት ቀን ስለሆነ ፈጣሪ የሚመሰገንበት ቀን ስለሆነ በጣም የተቀደሰች በብዙ ሰዎች ዘንድም በጣም የተወደደች ቀንናት ማለት ነው። ስለዚህ በዚህች እለት ሰዎች ምንድነው የሚያደርጉት ጠዋት ተነስተው ወደ ቤተክርስቲያን ይሄዳሉ። ቤተክርስቲያን ሂደው የአምልኮ ሃይማኖታዊ ስርአታቸውን ምግባራቸውን ከፈጸሙ በኋላ ወደ ቤተቦቻቸው ወደ ቤት በመመለስ ቁርስ ምግብ በማዘጋጀት እንዲሁምመመገብ። ከዛ በኋላ ደግሞ የታመመ ሰው የታሰረ ሰው ካለ ማህበራዊ ህይወት የሚዳሳስበት ሰዓት ነው የሚሆነው ማለት ነው። እሁድ ከሰአት በኋላ ያለው ማለት ነው ስለዚህ በዚያ ሰዓት ብዙ ጊዜ በተለይ አሁን እኔ እንኳን በምሰራበት ስራ እሁድ ከሰአት ፍሬ ነው የምሆነው ወይም ደግሞ ነፃ ነው ስራ የለኝም። ከቤተክርስቲያን መልስ ማለት ነው ስለዚህ በዚችን ቀን ምን አደርጋለሁ ልክ እንዳልሁት ቤተክርስቲያን ሂጄ ጠዋት አስቀድሼ ትምህርት ተምሬ ምስጋና አቅርቤ ወደ ቤቴ እመለስና ከዛ በኋላ ምንድነው የማደርገው? ማህበራዊ ህይወት ሰው የሞተበት ሊኖር ይችላል። የወለደ ሊኖር ይችላል። የታመመ ሊኖር ይችላል እንደዚህን ሰዎች የምንጠይቅበት። በማህበር በጋራ ጓደኛሞች የስራ ባልደረቦች አንድ ላይ ቤተሰቦች በመሆን ያንን ሰው የምንጠይቅበት የምናጽናናበት ወይም ደግሞ ደስታ ካለ የደስታው ተካፋይ የምንሆንበት። ሀዘንም ካለ የሀዘኑ ተካፋይ የምንሆንበት ቀን ስለሆነ በጣም ደስ የምትል የእረፍት ቀን ናት ማለት ነው። ይቺ እሁድ ማለት ስለዚህ እሁድ እለት በጣም የመዝናኛ ቀን ነው። ለነዚህ ማህበራዊ ህይወቶች ስራዎች ከለሉ ቤተሰቦች ብዙ ጊዜ እንዳልሁት ጠዋት ከቤተክርስቲያን ተመልሰው ወዴት ነው የሚሄዱት ወደ መዝናኛ ቦታ ይሄዳሉ በዓሉ ከመዝናኛ ቦታ የሄደው ልጆቻቸውን ያዝናናሉ። ሻይ ሻይ ምግብ ከውጭ ይመገባሉ መስክ ሜዳ በመሄድ ተፈጥሮአዊ ሁኔታዎችን ያደንቃሉ። ስለዚህ ልጆችም በጣም ከቤተሰቦቻቸው ጋር ከወላጆቻቸው ጋር ሆኖ የሚያደርጉት እንቅስቃሴ ስለሆነ በጣም ደስተኛ ይሆናሉ ማለት ነው። ስለዚህ እየተለያዩ የመዝናኛ ቦታዎች አሉ። ፓርኮች አሉ እንስሳት ያሉባቸው አሉ መጫወቻ ቦታዎች ያሉባቸው አሉ። ስለዚህ ልጆቻችን እነዚያ ጋርሄደው በጣም ደስ የሚል ጊዜ የሚያሳልፉበት ለነገ ለትምህርት የሚሆኑ ስራዎችንም የሚሰሩበት ዝግጅት የሚያደርጉበት አብዛኛው ሰው እሁድ የእረፍት ቀን ነው። ሰኞ ደግሞ የሳምንቱ ስራ መጀመሪያ ቀን ስለሆነ በዚህ ቀን የሚሰሩ ስራዎችን እቅድ የሚያቅዱበት ለምሳሌ ተማሪዎች አሳይመንት ያልሰሩት አሳይመንት ካለ የቤት ስራ ካለ። ይህንን ስራ የሚሰሩበት መምህራንም ለነገው ትምህርት የሚዘጋጁበት። የተለያዩ ሀንዳውቶችን ፈተናዎችን የሚያርሙበት ቀን ስለሆነ። ይሄ ቀን በጣም ደስ የሚል ነው። ከዚህም በተጨማሪ ቤተሰብ ብዙ ጊዜ ጎረቤት እህት ወንድም አስክስ አጎት አንድ ላይ ጠርቀምቀም በማለት ቤት ውስጥ ቡና በማፍላት የጋራ የሆነ ቡና በማፍላት ዘና የሚሉበት። ስለወደፊት ኑሯቸው የሚወያዩበት የተፈጠረ ችግር ካለ ያንን ችግር የሚፈቱበት ቀን በመሆኑ። ልጆች ከልጆች የሚጫወቱበት የሚቦርቁበት ቀን ስለሆነ በጣም ደስ የሚል ቀን ነው እሁድ ቀን ማለት ነው። እኔ በበኩሌ እሁድ ቀንን በጣም በልዩ ሁኔታ በልዩ የምጠብቃት ደስ የምትለኝ የቀን የእረፍት ቀኔ ናት። በጣም ደስታ የሚሰማኝ ከጓደኞቼ ጋር የተለያዩ ስራዎችን የምሰራበት። እንዳልሁት ለምሳሌ ስራ ከሌለኝ የማህበራዊ ህይወት ስራዎች ካሉኝ ምንድነው የማደርገው? ወይ ፑል ቤት ከረምቡላ ቤት ሄጄ ከጓደኞቼ ጋር የምዝናናበት። ኳስ ካለ የእንግሊዝ ፕሪሚየር ሊግ የአርሰናል ደጋፊ ነኝ ስለዚህ ኳስ ካለ ኳስ የማየበት። ቀን ስለሆነ በጣም ደስ የሚለኝ ቀን እለት ስለሆነ የምወደው ነው ማለት ነው

ኢሜል ማለት እንግዲህ ያው የሰው ልጅ መረጃን ይለዋወጣል ከአንድ ቦታ ወደ ሌላ ቦታ ይልካል ስለዚህ መረጃ ግለሰባዊ የሆኑ መረጃዎች ወደ ግለሰብ ሲላኩ በኢሜል አማካኝነት ነው። ኢንተርኔት የሚባል ኮኔክሽን አለ በኮኔክሽን በሚኖርበት ሰዓት ኢሜል ይከፈታል ስለዚህ በኢሜል መረጃ ይለዋወጣል ማለት ነው። ስለዚህ እኔ አሁን የሆነ ስራ ሰርቼ ያንን የሰራሁትን ስራ አለቃዬ እንዲገመግምልኝ ጓደኛዬ እንዲያይልኝ ወይም መረጃው እንዲደርሰው ከፈለኩኝ በኢሜል እልክለታለሁ ቴክስት አደርግለታለሁ ማለት ነው። ስለዚህ ያንን ኢሜል ከፍቶ በኢሜሉ የደረሰውን መረጃ በመክፈት የተለያዩ አስተያየቶችን ሊሰጠኝ ይችላል። ለምሳሌ አለቃዬ ከሆነ ኮመንት ሊያደርገኝ ይችላል ማስተካከያ ሊሰጠኝ ይችላል ማለት ነው። በዚህ በዚህ መልኩ ብታስተካክለው እንትን ብትለው ብሎ መረጃዎችን ይልክልኛል ማለት ነው። ስለዚህ ኢሜል ማለት መረጃዎችን የምንቀያየርበት በተለይ እነዚህ ሶፍት ኮፒ የሆኑ መረጃዎችን ለሆነ ሰው ማዳረስ መስጠት ከፈለግን በኢሜሉ አማካኝነት መረጃ እንልክለታለን ማለት ነው። ለምሳሌ አሁን እኛ እናንተም ተገናኝተን ስራዎችን እየሰራን ያለነው እኛም እየሰራን ያለነው እናንተም እየገመገማችሁን ያላችሁት መረጃዎችን መጀመሪያ በኢሜል ተቀያየረን ነው። ኢሜል ያስፈልጋል በኢሜል አማካኝነት ነው መረጃ የምንቀያይረው ማለት ነው። ስለዚህ ይሄ ኢሜል በጣም ወሳኝ የሆነ መረጃዎችን ለመቀያየር ለማስተላለፍ ለመለዋወጥ በጣም ወሳኝ የሆነ ነገር ስለሆነ ኢሜል በተለይ ከተማ በተማሩ የህብረተሰብ ክፍሎች ዘንድ ወሳኝ የሆነ ነገር ነው ማለት ነው። ስለዚህ ሌላ የመጓጓዣ መሳሪያ ሳንጠቀም ወይም በመኪና ወይ በሆነ ነገር እንትን ሳንል የሆነ ሶፍት ኮፒ የሆነ መረጃ በቀላሉ እልክለታለሁ ለምሳሌ እኔ ሰራዬ መምህር ነው። በማስተምርበት ሰዓት የሆነ መረጃ ብፈልግ ለምሳሌ ማቴሪያል የማስተምረው ማቴሪያል በማስተምረው ትምህርት ሙያ ዙሪያ የሆነ ሰው ቢኖረው በኢሜል ላክልኝማ በደቂቃዎች ማለት ነው። ምንም አይነት ታይም ሳላጠፋ ላክልኝ ላክልኝማ ስለው በሰከንድ ውስጥ በደቂቃዎች ውስጥ መረጃውን ይልክልኛል ፎርዋርድ ያደርግልኛል ማለት ነው። ስለዚህ ይህንን መረጃ እኔ ደግሞ በቀላሉ ወስጄ ለምፈልገው አላማ አውለዋለው ማለት ነው። ስለዚህ ለሪፈረንስ መጠቀም እችላለሁ ያንን ለማስተማር ያንን እውቀት አገኝበታለሁ ማለት ነው። ስለዚህ የሰራሁትን ስራ ወደሚፈለገው አካልም ልኬ እነዚህ እነዚህን ስራዎች ሰርቻለሁ በዚህ በዚህ በዚህ በእንደዚህ ብዬ ልኬ ለዛ ለሰራሁት ስራ ክፍያ ለማግኘት ለመጠየቅ ምን ይጠቅመኛል ኢሜል ያስፈልገኛል ማለት ነው። ስለዚህ ኢሜል ማለት አንድ ሰው የራሱ ብቻ ሊያየው የሚችል በራሱ የመግቢያ ቁልፍ ያለው ነው ማለት ነው። ስለዚህ እኔ ለሆነ ሰው ሚስጥራዊ የሆነ መረጃም ልልክ እችላለሁ ሌላ ሰው ማንም አያየውም ከዚያ ሰው ውጭ ያ ሰው ለሌላ ሰው ካላጋራው በስተቀር ያንን መረጃ ማንም ሰው ሊያየው አይችልም። አንዱ ኢሜል ለሆነ ሰው ለጓደኛዬ ለሚስቴ ወይም ደግሞ ለሆነ ለስራ ባልደረባዬ መረጃ ልልክለት እችላለሁ በኢሜል አማካኝነት ስለዚህ ያ ኢሜል መረጃ እኔና ከእሱ ውጭ ማንም ሊያውቀው አይችልም ማለት ነው። ስለዚህ ሚስጥራዊ የሆኑ ነገሮችንም ጠብቀን መረጃዎችን የምንለዋወጥበት ምክንያቱም በሌላ መንገድ ብናየው ያ ሰው መንገድ ላይ ከፍቶ መረጃውን ሊያውና የሚፈለገው መረጃ ደግሞ ለሚፈለገው አላማ ላይውል ሳይውል በአየር ላይ ይቀራል ማለት ነው። ስለዚህ በጣም ለመረጃ መለዋወጥ መረጃን ለማስቀመጥ አንድ ኢሜል ከተላከ እዛጋ ቁጭ ይላል እኛ ካላጠፋነው በስተቀር ማነው? ስለዚህ ከሆነ ጊዜ በኋላ ለምሳሌ ፎቶ ልናስቀምጥ እንችላለን የትምህርት ማስረጃ ልናስቀምጥ እንችላለን። ሲቪ ሲቪዎችን የተለያዩ ሲቪዎችን የተለያዩ የምስክር ወረቀቶችን ልናገኝ እንችላለን። ስለዚህ እነዚህን በሶስት ኮፒ አድርገን በኢሜል ካስቀመጥናቸው ከእኛ ውጭ ማንም ከፍቶ ስለማያያቸው በጣም ሚስጥራቸው ተጠብቆ በምንፈልገው ሰዓት ደግሞ መረጃውን ማግኘት ስንፈልግ እንድናገኝ ያስችለናል ማለት ነው። ስለዚህ ኢሜል በጣም ወሳኝ የሆነ የመረጃ መለዋወጫ መሳሪያ ነው ማለት ነው።

ብስክሌት እንግዲህ ብስክሌት ሞተር አልባ ተሽካካሪ አይነት ነው ሞተር አልባ ነው። ስለዚህ ለሰው ልጅ ደግሞ በጣም ከፍተኛ የሆነ ጥቅሞችን ሊያስገኝልን የሚችል በቀላሉ ወጪ ልናገኘው የምንችል የመጓጓዣ አይነት ነው ማለት ነው። ልክ እንደ መኪና አውቶሞቢል ባስ ወይም ሌሎች የጭነት መኪኖች ሰዎችን ከቦታ ቦታ ለመንቀሳቀስ የምንጠቀምበት የመጓጓዣ አይነት ነው። ከዚህ በተጨማሪም ለመዝናኛ እንደ መዝናኛ የምንጠቀምበት ብስክሌትን እንደመዝናኛ ጤናችንን ለመጠበቅ የምንጠቀምበት ነው ማለት ነው። ስለዚህ ብስክሌት ሞተር አልባ ወይም ደግሞ ምንም አይነት ሞተር የሌለው በሰው ጉልበት ፔዳል በሚባለው በሰው ጉልበት እየተገፋ የሚሄድ ነው ማለት ነው። ስለዚህ ብዙ የጤና ጥቅሞች ብዙ ሀገራዊ ጥቅሞች አሉት። ብስክሌት ባለው ለምን ስለዚህ እነዚህ ጥቅሞችን በምናይበት ጊዜ? እንደሚታወቀው አሁን በአሁኑ ሰዓት ብዙ ሰው መኪና ነው እየተጠቀመ ያለው ወይ የራሱ መኪና ይኖራዋል ወይም ደግሞ የትራንስፖርት መኪኖችን ይጠቀማል ማለት ነው። ስለዚህ እነዚህ ትራንስፖርት መኪኖች ደግሞ የራሳችሁ የሆነ ጉዳት አላቸው ማለት ነው። ከነዛ ጉዳቶች መካከል አንደኛ ጭስ ይጠቀማሉ። ጭስ ያ ጭስ አካባቢን ይበክላል ማለት ነው። አካባቢ ሲበከል ደግሞ የተለያዩ የማህበረሰብ በሽታዎች እንደ ጉንፋን ካንሰር የመሳሰሉት በሽታዎች ይከሰታሉ ማለት ነው። ከዛ በተጨማሪ ደግሞ ከኢኮኖሚ አንፃር ነዳጅ ለመግዛት የምናወጣው ወጪ አለ ማለት ነው። ስለዚህ ያንን ወጪ ለመቀነስ ብስክሌት በጣም ወሳኝ የሆነ ነገር ነው። ባሉ ስለዚህ ብስክሌት በተለይ ሜዳማ የሆኑ የመሬት አከማመጥ ያላቸው አካባቢዎች በብዛት ይዘወተርባቸዋል። ለምሳሌ በኢትዮጵያ ብናይ በብዛት ሀዋሳ በጣም ብዙ የብስክሌት ብስክሌት እና የብስክሌት ተጠቃሚዎች አሉ። ባህር ዳር አለች በጣም ለብስክሌት ምቹ የሆነች ቦታ። ስለዚህ እነዚህን ብስክሌቶች የሰው ልጅ ብዙ ጊዜ ለመጓጓዣነት ቢጠቀም አንደኛ ገንዘብ ኢኮኖሚን ኢኮኖሚውን ይጠቅምበታል ይጠቅማል ወጪ ከማውጣት ለትራንስፖርት ለነዳጅ ወጪ ከማውጣት ወረፋ ከመጠበቅ ሰልፍ ከመሰለፍ የራሱን ብስክሌት ብድግ አድርጎ ለትራንስፖርት መጠቀም ቢጠቀም የራሱ የሆነ ጥቅም አለው። ከዚህ በተጨማሪ ደግሞ ብዙ ጊዜ ሰዎች ብዙ የትራንስፖርት አገልግሎት ሲጠቀሙ ከእንቅስቃሴ ውጭ ነው የሚሆኑት። ስለዚህ ሰዎች ደግሞ ሳልንቀሳቀስ ስንቀር ደግሞ የራሱ የሆነ ጉዳት አለው። እነዚህ የማይተላለፉ የሚባሉ በሽታዎች እንደ ካንሰር ስኳር ድምግፊት የመሳሰሉት በሽታዎች ብዙ ጊዜ ሰዎች እንቅስቃሴ ካላደረጉ የሚከሰቱ በሽታዎች ናቸው ማለት ነው። ስለዚህ በብስክሌት መንቀሳቀስ ደግሞ ያው እንደነገርኩት ቅድም እንዳልኩት ብስክሌት በሰው ጉልበት የሚንቀሳቀሰው ስለዚህ በሰው ጉልበት በምንንቀሳቀስበት ጊዜ ሰውየው ራሱ እውቅስቃሴ ያደርጋል ማለት ነው። ኢነርጂ ያወጣል ማለት ነው ሉዝ ያደርጋል ማለት ነው ስለዚህ ስፖርት ነው ማለት ነው። በአጠቃላይ ይሄ አንደኛ ለሰውየው ለትራንስፖርት አገልግሎት እያገኘ ነው ሁለተኛ ጤናውን እየጠበቀ ነው። ጤናውን የሚጠብቀው እንዴት ነው? እንቅስቃሴ ያደርጋል የሚበላው ምግብ ይመቸዋል ይፈጫል በቃ የተመቸ እንትን ይኖረዋል ማለት ነው። ስለዚህ ብስክሌት በጣም ተወዳጅ የሆነ በጣም ህብረተሰቡ የሚወደድ የመጓጓዣ አይነት ነው የማለው ችግሩ ምንድነው? ብዙ ጊዜ ብስክሌት ለመጠቀም የራሱ የሆኑ ችግሮች አሉት። ያ ችግር ምንድነው? የራሱ የሆነ መንገድ የለውም። ብስክሌት ብዙ ጊዜ የሚከለው በምንድነው? መኪኖች ጋር አብሮ ነው ማለት ነው። ስለዚህ ያ ደግሞ ለአደጋ በጣም የተጋለጠ ነው። ምክንያቱም ብስክሌተኛ አንድ ብስክሌት ያለው ሰው መጓዝ አለበት በብስክሌት የራሱ የሆነ የብስክሌት መንገድ ሊኖረው ይገባል። ከዛ ውጭ ከሌሎች መኪኖች ጋር የሚጠቀም ከሆነ ለግጭት ለተለያዩ ጉዳቶችን ሊከሰቱበት ይችላሉ ማለት ነው። ስለዚህ ያ ደግሞ በጣም አሁን ብዙ ሰው እንዳይጠቀም እያደረገው ያለም ስለሆነ መንግስት ትኩረት ሰጥቶ አሁን የኮሪደር ልማት እያለ በኢትዮጵያ የተለያዩ የኮሪደር ልማቶች እየተሰሩ ነው። የእግረኛ መንገዶች የራሱን የቻለ የብስክሌት መንገድ። የተለያዩ መንገዶች የራሳቸውን ችለው እንትን እያሉ ነው። እና መንግስት በአሁኑ ሰዓት መንገዶችን በሚሰራበት ጊዜ ራሱን የቻለ የብስክሬት መንገድም እየሰራ ቢሄድ ሰው ወደዚህ ይመጣል ማለት ነው። ስለዚህ ብስክሌት ሲጠቀም ብዙ ነገሮችን ትርፍ ትርፍ አማሮ በብዙ ነገሮች ትርፍ አማሮ መወገድ ይችላል ማለት ነው።

ደመና ማለት እንግዲህ ደመና ያው በሰማይ ላይ የሚፈጠር ሞቃትና እና ቀዝቃዛ አየር አንድ ላይ ሆኖ ዝናብ የሚፈጥር እንትን ነው ማለት ነው። ደመናው ወይም ጉም ይባላል ስለዚህ በሆነ አካባቢ ላይ ደመና አለ ማለት ዝናብ የመኖር እድሉ ከፍተኛ ነው ማለት ነው። በዚህ አካባቢ ስለዚህ ተፈጥሮአዊ የሆነ ገጽታ ነው። በተለይ በኢትዮጵያ ክረምት አለ ክረምት ማለት ደግሞ እንግዲህ ሰኔ ሀምሌ ነሀሴ እነዚህ ሶስት ወሮች ክረምት ይባላሉ። በኢትዮጵያ ከዛ ውጪ ግን ያው ዝናብ በእነዚህ ከመጋቢት ጀምሮ ዝናብ ይኖራል። ስለዚህ ዝናብ አለ ማለት ከዝናብ በፊት ቀድሞ የሚገኘው ደመና ነው ማለት ነው። ስለዚህ ደመና የዝናብ ምንጭ ነው። በተለያዩ ምክንያቶች የሚፈጠር እንትን አለ ስለዚህ ያዳመና ቀዝቃዛ የሆነ አየር ንፋስ በሚያገኝበት ጊዜ ዝናብ ሆኖ ወደ መሬት ይወርዳል ማለት ነው። ስለዚህ ይህ ዝናብ ደግሞ ለመሬት ለግብርና ስራ በሰው ልጅ በአጠቃላይ ለመጠጥ ለምግብነት ለእጽዋቶች እድገት ወሳኝ የሆነውን ዝናብ የምናገኘው ከደመና ነው ማለት ነው። ስለዚህ ይህ ደመና በተለያዩ ምክንያቶች ይፈጠራል ማለት ነው። ስለዚህ እነዚህ የደመናዎች በየአካባቢው በየቦታው በሰማይ ላይ እነዚህ ጉብ ጉብ ጠቆር ጠቆር ብለው ይታያሉ። ስለዚህ እነዚህ ጠቆር ተቆር ያሉ ዳመናዎች ደግሞ ሳይንሱ እንደሚለው ቀዝቃዛ የሆነ አየር በሚያገኝበት ሰዓት ምን ይሆናሉ ዝናብ ሆኖ በዝናብ መልክ በውሃ መልክ ይወርዳሉ ማለት ነው። ስለዚህ ደመና ውሃና የዝናብ ምንጫችን ሶርሳችን ዳመና ማለት ነው። ስለዚህ ክረምት በምሆንበት ሰዓት በተለይ በኢትዮጵያ አብዛኛው ሰማይ ምንድነው በደመና የተሸፈነ ነው የሚሆነው ማለት ነው። ደመና በብዙ ቦታዎች በብዙ ደመና የሰማይ ሰማይ ላይ ደመናዎች ይታያሉ ሲንቀሳቀሱ ከቦታ ቦታ ቅርጻቸውን ሲቀያይሩ ይታያሉ ማለት ነው። እነዚህ ደመናዎች ስለዚህ እንደዚህ ደመኖች ተንቀሳቅሰው ተንቀሳቅሰው መጨረሻ ላይ ያው በዝናብ መልክ ይዘምባሉ ማለት ነው። ስለዚህ ለአንድ ሰዓት ልዘንብ ይችላል ለሁለት ሰዓት ልዘንብ ይችላል ለሰላሳ ደቂቃ እንደየ ሁኔታው ይዘምባል ማለት ነው። ስለዚህ ብዙ የደመና ክምችት አለ ማለት ብዙ ዝናብ የመኖር እድሉ ከፍተኛ ይሆናል ማለት ነው። ስለዚህ እነዚህን ደመናዎች በማየት ሰዎች አለባበሳቸውን ምናቸውን ያስተካክላሉ ከቦታ ቦታ ለምሳሌ ዛሬ ዝናብ የምዘንብ ከሆነ በጧቱ ጠቆር ያለ ደመና በሰማይ ላይ ይታያል ማለት ነው። ስለዚህ ለምሳሌ ሜትሮሎጂስቶች ደመናን በማየት የአየር ፀባይን የየእለቱን የሳምንቱን የወሩን ይተነብያሉ ይተነብያው ስለዚህ ዝናብ ይኖራል። ዛሬ ሙቀ ሙቀታማ ነው የሚሉት የተለያዩ መሳሪያዎችን በማየት ነው ንፋሱን በማየት የደመናውን ክምችት በማየት ዛሬ በደብረ ማርቆስ ከተማ ዝናባማ ነው ዝናብ ይዘምባል ቀለል ያለ ዝናብ በጣም ከባድ ዝናብ ዝናብ የለም ፀሀያማ ነው የሚሉት እነዚህን ደመናዎች በማየት ነው ማለት ነው። ስለዚህ የደመናዎች ክምችት ብዙ ነገሮችን እንድናደርግ ያግዙናል ማለት ነው። ለምሳሌ ልብሳችንን እንድናስተካክል ደመና የሚኖር ከሆነ ዝናብ የመኖር እድሉ ከፍተኛ ነው። ስለዚህ አለባበሳችን ወፈር ያለ ልብስ ጃኬት የመደረብ የመልበስ ጫማም ቦቲ ጫማ የማድረግ ልምዱ ይኖረናል ማለት ነው። ስለዚህ ይህ ዳመና ስኖር አለባበሳችን አመጋገባችንን በራሱ ሳይንሳዊ መሆን አለበት። የምንመገበው ምግብ ለምሳሌ ደመና ካለ ውርጭ ብርድ ቅዝቃዜ ይኖራል ስለዚህ ያንን ቅዝቃዜ ልቋቋምልን የምችለው አንደኛ ብርድ ነው ብርድ ልብስ በመልበስ ልብሳችንን በማስተካከል የአለባበሳችን ሁለተኛ የተሻለ ምግብ በመመገብ ይህንን ነገር ልንቋቋመው እንችላለን ማለት ነው። ስለዚህ ዳመና በጣም ደስ የሚል ለሰው ልጅ ህይወት መሰረታዊ የሆነውን ነገር ዝናብን የምናገኝበት ዋና ምንጭ ነው። በተለይ የደመናማ አካባቢ ወደ ክረምት በጣም ይበዛል በጋ እንኳን ብዙ አይደለም ብዙ ቢታይም እንኳን ጠቋር ያለ ደመና ሳይሆን የተለያዩ አይነት ቅርጽ ያላቸው ለእይታ ማራኪ ዉብ የሆኑ ደመናዎች በየቦታው ይታያሉ። ግን ከዛ ውጪ ንጹህ የሆነ ነጭ የሆነ ሰማይ ነው። በጋ ከሆነ በተለይ ጥር የካቲት መጋቢት አካባቢ ተያሳስ ጀምሮ ምንም አይነት የደመና ክምችት አይታይም ማለት ነው። ስለዚህ እነዚህ ደመናዎች በሚያገኙት ቅዝቃዜ መሰረት ዝናብን ያገኛሉ። እኛ ደግሞ ያንን ዝናብ ለመጠጥ ለምግብ ማብስያ ለልብስ ማጠቢያ አትክልቶች እንዲያድጉ እንጠቀማለን ማለት ነው

እዚያ ይላል እንግዲህ እዚያ የሚለው ቦታን ነው የሚገልጸው እዚያ የሆነ የራሱን የቻለ ቦታ አለች ማለት ነው ስለዚህ ያችንን ቦታ ለመግለጥ እዚያ ተብሎ እዚያ እዚህ ወዲያ ማዶ ወዲህ ማዶ ይባላል ማለት ነው። ስለዚህ እዚያ ማዶ ጪስ ይጨሳል እዚህ ማዶ ጪስ ይጨሳል። አጋፋሪ ይደግሳል ያችን ድንግስ ውጬ ውጬ ከዲንክ አልጋ ተገልብጬ። እየተባለ ህፃናቶች መዝሙር አላቸው የሚዘምሩት በተለይ በኢትዮጵያ ውስጥ የሚኖሩ ህፃናቶች። ይቺንን መዝሙር ብዙ ጊዜ ይዘምሯታል እና እዚያ እዚህ አሰየተባለ ቦታዋን ለመግለጽ ነው። እዛ ነው እዚህ ነው ፕሮግራሙ የሚካሄደው ይባላል። ለምሳሌ ሰርግ ይካሄዳል። እና እዚህ ካለንበት ቦታ ነው እዛ ከቤተሰብ ጋር ነው የሚሆነው ተብሎ ጥያቄ ይጠየቃል ስለዚህ እዛ ነው ቤተሰብ ጋር ነው የሚሆነው። ይባላል። የሆነ እቃም ከጠፋን የቱ ጋር ነው? ያለው እዚህ ነው ወይስ እዛ ቀኑ ተብሎ ጥያቄ ይጠየቃል። ሰው እንደ አስፈላጊነቱ እዚህ ነው ይላል እዛ ነው ብሎ መልስ ይሰጣል ማለት ነው። ስለዚህ እዛ እዚህ የሚለው ቃል ቦታን ቦታው የቱ ጋር እንደሆነ በትክክል ለመግለጽ የምንጠቀምበት ነው ማለት ነው። እዛ የሚለው የነከሌ አሰና እከሌ እዛና እዚህ እዚህ ማዶ እና እዚያ የሁለት የተለያዩ ጎራዎች አሉ ወይም ደግሞ። ግሩፖች አሉ ማለት ነው። ስለዚህ እነዚህ ግሩፖች ወይም ቡድኖች? የት ነው ያሉት እዛ ነው እዚህኛው ነህ ይባላል የትኛው ግሩፕ ነህ እዚህ የኛ ግሩፕ አለ። ቡድን አለ እዛ ደግሞ የነሱ ቡድን አለን ስለዚህ የትኛውን ነሃ አንተ ሲባል እዛ ነኝ ካለ ከዛኛው ከእኛ ጋር አይደለም ማለት ነው። እዚህ ነኝ የካለ ደግሞ እኛ ጋር ነው ማለት ነው። ስለዚህ እዛ እዚህ የሚለው ቦታን እዛ ማዶ እዚህ ማዶ ይላል እዛ ሀገር እዚህ ሀገር። እዛ አካባቢ እዚህ አካባቢ። እዚህኛው አካባቢ ይባላል። ስለዚህ ከእኛ ትንሽ ራቅ ያለ ቦታ ከሆነ እዛ ይባላል እኛ ያለንበት ከሆነ እዚህ ይባላል ማለት ነው። ስለዚህ ለመጠየቅ ነው ማለት ነው

እባክህ የሚለው እንግዲህ እባክህ ማለት ልመናን ነው የሚገልጽ ስለዚህ እባክህ ይህን አድርግልኝ ለማለት ማለት ነው። ለምሳሌ እኔ እርዳታ የምጠይቅ ከሆነ ገንዘብ የምጠይቅ ከሆነ ወይም የሆነ ነገር ከሰው የምፈልግ ከሆነ እባክህ ብዬ ነው የምጀምረው። እባክህ ስምህን ንገረኝ የሆነ ጥያቄ መጠየቅ ከፈለኩ። እባክህ ስምህን ንገረኝ እባክህ ይህንን ቦታ አሳየኝ እባክህ ገንዘብ ስጠኝ እባክህ የሚበላ ነገር ካለ ስጠኝ ብዬ የተለያዩ ጥያቄዎችን በአክብሮት ለመጠየቅ ማለት ነው። ለዚያ ሰው ያለኝን ክብር ለመግለጽ እባክህ የሚል ቃል እጠቀማለሁ ማለት ነው። ስለዚህ እባክህ ብዬ ካልኩኝ ያ ሰው በትህትና ነው የጠየኩትኝ ያንን ትህትና ደግሞ የሚገልጽበት የራሱ የሆነ ምላሽ ይኖረዋል ማለትነው። እሺ ችግር የለውም። አደርግልሃለሁ እሰጥሃለሁ ኧረ ምንም ችግር የለም ምናምን ብሎ መልስ ይሰጠኛል ማለትነው። ስለዚህ እባክህ የሚለው ያው ልመናን ነው የሚገልጸው ማነው? ስለዚህ ለምሳሌ እኔ አሁን የሆነ ገንዘብ ለሆነ ፕሮግራም አስፈልጎኝ ከሆነ ወይም አሁን ገንዘብ እጄ ላይ ከሌለ ጤፍ የምገዛበት ሊሆን ይችላል የቤት አስቤዛ ቁሳቁስ የምገዛበት የሌለኝ ከሆነ ምንድነው ወይ ጓደኛዬን ወይ ወንድሜን ወይ እህቴን ወይ እናቴን ወይ አባቴን እባክህ ገንዘብ ካለህ እባክህ እንደዚህ ጤፍ ካላችሁ ወይም የሆነ ነገር እጠይቃችኋለሁ ማለት ነው። እነሱም ካላቸው እሺ ችግር የለውም እንሰጥሃለን እንልክልሃለን አሁን እንደዚህ እናደርግልሃለን አሁን ይገባልሃል አሁን መጥቶ ይሰጥሃል ብሎ ምላሽ ይሰጡኛል ማለት ነው። ስለዚህ እባክህ የሚለው ያክብሮት ቃል ነው ማለት ነው። እባክህን ይሄን አድርግልኝ እባክሽ ውሃ ስጪኝ እባክሽ ምግብ ስጪኝ እንላለን አሁን ቤት ላይ ቁጭ ብለን ደክሞን ሊሆን ይችላል። ለመንቀሳቀስ ከቦታ ቦታ ብለን ያንን ምግብ የበሰለ ምግብ ሊሆን ይችላል ማብሰል ሊሆን ይችላል። ስለዚህ እባክሽ ዛሬ ምግብ በመስራት አግዢኝ። እባክሽ ዛሬ እንደዚህ አድርጊልኝ ብለን የተለያዩ የአክብሮት እንትኖችን እየገለጽን ያ ሰውን ርህራሄ እንዲያርፍ እንዲያርፍበት በቃ በቃ ይሄ ሰው ከእውነት ከልቡ ተቸግሯል ብሎ እርዳታውን እንዲያደርግልን የምንጠይቅበት ነው ማለት ነው። ስለዚህ እባክህ ብር ስጠኝ እንላለን። እባክህ ዛሬ በሬ ስጠኝ በተለይ በግብርናው ዘርፍ ብዙ ሰው ተሟልቶለት አይገኝም የራሱ የሆኑ በሮች ላይኖሩት ይችላሉ። የሚያርሱ የሚያርሳቸው በሮች ስለዚህ ያንን በሬ እንዲሰጠው ከፈለገ እባክህን አዋ እክሌ ዛሬ በሮችን ወስጄ ልረሳቸው የኔን ማሳ ዛሬ ላለስልስባቸው ባክህ በሮችን ስጠኝ እንላለን። ያ ሰውዬም የማይፈልጋቸው ከሆነ እሺ ችግር የለም ውሰድና ረስባቸው ብሎ ይመልስለታል ማለት ነው። ስለዚህ እባ የማይሆን ከሆነ ደግሞ አይ እንደው ባክህ እኔ እኮ እንደዚህ እንደዚህ ላደርግ ነው ዛሬ እኮ እንደዚህ እቅድ አለኝ ፕሮግራም አለኝ እባክህን ለሚቀጥለው ቀን ውሰዳቸውን ነገ ሳይሆን ከነገ በስቲያ ወስደህ ትጠቀምባቸዋለህ ይህን ከጨረስኩኝ በኋላ እንደዚህ ታደርጋለህ ይባላል እሺ ብሎ ይመልሳል ማለት ነው። ስለዚህ ብድር ሊጠይቅ ይችላል። አንድ ሰው ብድር እባክህን መቶ ብር ካለህ ሁለት መቶ ብር ካለህ ለምሳሌ ባለፈው እኔ አምስት ሺህ ብር ጎሎኝ ጓደኛዬን ስልክ በመደወል እንደው እባክህን አምስት ሺህ ብር ይኖርሃል ልክ ደሞዝ እንደገባ እከፍልሃለሁ እሰጥሃለሁ ስለው እሺ ችግር የለም ደሞዝ ሲወጣ ከሰጠኸኝ እሰጥሃለሁ ችግር የለውም እረ ችግር የለውም ብሎ ወዲያውኑ ሰጠኝ ማለትነው። ስለዚህ እኔም አመሰግናለሁ ብዬ ያንን ብር ወሰድኩና ተጠቀምኩኝ ልክ ደሞዝ ሲገባ እኔም ብድሬን መለስኩለት ማለት ነው። ስለዚህ እባክህ የሚለው ያው ትህትና የእኛ ያልሆነን ነገር ከሰው እርዳታ ስንፈልግ እርዳታ እንዲያደርግልን እንትን እንላለን። እኛም ለሰው የሆነ ነገር መስጠት ስንፈልግ እባክህን ይሄን ነገር ተቀበለኝ እንላለን። ለምሳሌ ስልክ ገዝቼ ለወንድሜ ለእህቴ አልቀበለኝ ሊል ይችላል ወይም ደግሞ በቃ በትህትና እንትን ለማለት እባክህ ይቺንን ስልክ ውሰድና ተጠቀምባት እባክህ ይቺን ልብስ ውሰድና ልበሳት ወይም ደግሞ ለልጅ ስጠው ብለን ጥያቄ እናቀርብለታለን ማለትነው። ስለዚህ ያ ሰው ፍቃደኝነቱን ሊገልጽልን ይችላል ወይም ደግሞ ካልሆነ አይ አልሆንም አንተ ተጠቀምበት ችግር የለውም እኔ ችግር የለብኝም ሊለኝ ይችላል ማለት ነው። ስለዚህ ይሄንን ታሳቢ አድርገን የምንቀሳቀስበት ጥያቄ የምንጠይቅበት ነው ማለት ነው

ግብ ማለት እንግዲህ አንድ ሰው ስራ ይሰራል ስራ ሰርቶ ደግሞ መጨረሻ ላይ የሚያገኘው ውጤት ነው ግብ የምንለው ማለት ነው። ለምሳሌ አንድ ተማሪ ትምህርት ተምሮ ከአንደኛ ክፍል ከኬጂ ጀምሮ አንደኛ ክፍል ሁለተኛ ክፍል ሶስተኛ ክፍል አጥና አንብብ ምናምን ይባላል በቃ በቤተሰቦች በቤተሰቦች ዘንድ በየቀኑ የቤት ስራ ስራ ወደ ትምህርት ቤት ሲሄድ በደንብ ተከታተል እየተባሉ የተለያዩ ምክሮች ይሰጡታል ማለት ነው። ያ ልጅም ያንን ምክር ተቀብሮ ትምህርቱን እያነበበ እያወቀ ማወቅ ያለበት በደንብ ፈተናዎችን እየደፈነ ይሄዳል ማለት ነው። ስለዚህ ሄዶ ሄዶ የመጨረሻ ግቡ ምንድነው? ልክ አስራ ሁለተኛ ክፍል ተፈትኖ የተሻለ ውጤት በማምጣት ወደ ዩኒቨርሲቲ መቀላቀል ሊሆን ይችላል ስለዚህ ይሄ አንድ ግብ ነው የሚሆነው። ስለዚህ ያንን ግብ ለማሳካት ግን ቀድሞ የሚሰራቸው ስራዎች አሉ ጠንክሮ መስራት ያለባቸው ስራዎች እቅድ አወጣቶ ፕሮግራም አውጥቶ ስራዎችን መስራት አለበት ማለት ነው። ስለዚህ ከግብ በፊት የሚከናወኑ ክንዋኔዎች አሉ እነዛ ክንዋኔዎች ለዛ ለፈለግነው ግብ መነሻ ናቸው ማለት ነው። መነሻ ናቸው ስለዚህ ጠንክሮ መስራት አለበት ማንበብ አለበት ያ ተማሪ ማነው? ግቡን ለማሳካት ዩኒቨርሲቲ ከገባን በኋላ ዩኒቨርሲቲ ውስጥ የሚጠበቅበትን የማለፋያ ውጤት ለማምጣት በደምብ ጠንክሮ ከጓደኞቹ ጋር ተከባብሮ ስራዎችን መስራት አለበት ማንበብ አለበት ክላስ መከታተል አለበት። ምክንያቱም መጨረሻ ላይ ሲወጣ ይዞት የሚወጣው ውጤት አለ ያ ውጤት ደግሞ በስራው አለም በቀጣሪ ድርጅቶች ተፈላጊ እንዲሆን የሚያደርገው ነው ማለት ነው። ስለዚህ ያንን የሚፈረግበትን ውጤት ይዞ ለመውጣት እውቀቱንም ይዞ ለመውጣት ወረቀቱን ብቻ ሳይሆን ሙያውን ክህሎቱንም ይዞ ለመውጣት የተሻለ ስራ ጠንክሮ መስራት አለበት። ከጓደኞቹ ጋር ሌተ ቀን ማንበብ አለበት ስራዎች መስራት አለበት። መጻፍ ማንበብ በቃ የእለት የእለት ስራው መሆን አለበት ማለት ነው። ከዛ የተሻለ ውጤት ከሰራህ ያንን ውጤት ይዞ የሚፈለገውን ግብ መየት ይችላል። ለምሳሌ የመውጫ ፈተና የሚባል አለ ብዙ ሰዎች ይህንን የመውጫ ፈተና ለመፈተን እንትን ይላሉ ተቃውሞ ያሰማሉ ያ ተቃውሞ የሚያሰሙበት ዋናው ምክንያት ምንድነው? ጠንክረው አልሰሩም ማለት ነው። ወይ ቀድተው ወይ እንዲህ ብለው የተሻለው ውጤት እውቀት እውቀት የላቸውም አለው ስለዚህ ይሄንን እውቀት። ካላቸው ፈተናውን ለመፈተን ብዙም አያስጨንቃቸውም። እውቀቱ ከሌላቸው አናልፍም ብሎ ካሰቡ ግን ያንን ፈተና ሲቃወሙ ይታያሉ ማለት ነው። ስለዚህ በዛ የመውጫ ፈተና የተሻለ ውጤት ይዞ ቤተሰብንም ለማስደሰት ራስንም ለመደሰት ጠንክሮ ከወዲሁ ከአንደኛ አመት ጀምሮ የሚሰጡ ኮርሶችን በደንብ ማንበብ ይጠይቃል ማለት ነው። መዘጋጀት ይጠይቃል ማለት ነው። ስለዚህ ግብ ስንል እንግዲህ የዚያ ልጅ ግቡ ያንን ፈተና ማለፍ በጥሩ ውጤት ማለፍ የእሱ የተሻለ ግብ ነው። ልክ ያንን ካለፈ በኋላ ደግሞ አሁንም ሌላ ግብ ይዘል ማለት ነው። ስራ የማግኘት ከቦታ ቦታ ተንቀሳቅሶ የስራ ቅጥር ከወጣ ቦታ የወጣባቸውን ቦታዎች ፈልጎ ወይም በግሉ ስራ ፈጥሮ የተሻለ ውጤት ገንዘብ ይዞ የተሻለ ሙያ ይዞ መገኘት ደግሞ የሚቀጥለው ግቡ ይሆናል ማለት ነው። ከዩኒቨርሲቲው ከወጣ በኋላ ማለት ነው ስለዚህ ወይ የሆነ ድርጅት ተቀጥሮ በዚያ ድርጅት ውስጥ የተሻለ ስራ ሰርቶ የተሻለ ገንዘብ ማግኘት ነው። ወይ ደግሞ በግሉ ሙያውን ተጠቅሞ ያን ክህሎቱን ተጠቅሞ በግሉ ተንቀሳቅሶ የተሻለ ውጤት ይዞ ማህበረሰቡንም ራሱን የሚጠቅምበት ሁኔታ ያ አንድ ግብ ነው ማለት ነው። ያንን ካሳካ ደግሞ ሌላ ግብ ሌላ እቅድ ያቅዳል ያቅድ ምንድነው? ትዳር መመስረት ሊሆን ይችላል። ለምሳሌ በሁለት ሺህ ሃያ በኢትዮጵያ አቆጣጠር ትዳር መሰርታለሁ ብሎ የሚያቅድ ሰው ቀድሞ ማድረግ ያለበትን ነገር ማማረጥ አለበት ማለት ነው። ሚስት የተሻለች ሚስት መፈለግ አለበት። ቤት መስራት አለበት ሚስት ካገባ በኋላ የት ጋር ነው የምንቀመጥው የሚለውን ማመቻቸት አለበት። ልጅ የሚወልዱ ከሆነም ለልጆች የሚሆን የትምህርት ቁሳቁሶች ዩኒፎርም ምግብ መጠለያ እነዚህ የተመቻቹ ነው ወይ? እኔ ብቁ ነኝ ወይ የሚለውን። ቀድሞን መስራት ያለበት ስለዚህ እነዛን ነገሮች ካሳካ ምንድነው? ግቡን አሳካ ይባላል ማለት ነው። ስለዚህ ግብ የምንለው እንደዚህ ውጤት የመጨረሻ ውጤት የምናሳካ ውጤት ቤት መስራት ከሆነ ቤት መስራት ነው። በዚህ አመት በሁለት ሺህ አስራ ዘጠኝ ለምሳሌ ቤት መስራት ከሆነ እቅዴ ያንን ቤት ከሰራው ግቤን አሳካሁ ነው የሚባለው። መኪና ለመግዛት ካቀድኩኝም መኪና ከገዛሁኝ ግቤዬን አሟላሁ መሰረታዊ ነገር ቀድሜ ማሟላት ያለብኝን ነገር አሟልቼ ግቤዬን አሳክቻለሁ ብዬ ለሚቀጥለው ደግሞ ሌላ እቅድ አቅዳለሁ ማለት ነው

ቡናማ ይላል እንግዲህ ቡናማ ቀለምን ነው የሚያመለክተው ስለዚህ ቡናማ ቀለም በጣም ተወዳጅ የሆነ ልዩ የሆነ ቀለም ነው። በኢትዮጵያ እንደሚታወቀው ቡና የራሱ የሆነ ቀለም አለው የራሱ የሆነ ቀላ ያለ ቡናማ የራሱም ይዞ ነው የወጣው ማለት ነው። ስለዚህ ቡና በጣም በኢትዮጵያ ከሚመረቱ ነገሮች አንዱ ቡና ነው። ቡና ያው በአለም አቀፍ ደረጃ እኛ የውጭ ምንዛሬን የምናገኝበት ገብያችንን የምናሳድግበት አንዱ ወደ ውጭ የምንልከው ጥሬ እቃ ነው ማለት ነው። ስለዚህ ይሄ ቡና በአለማችን የኢትዮጵያ ቡና በጣም ተፈላጊ የሆነ ጣዕሙ ሽታው በጣም ተፈላጊ እየሆነ የመጣ ምርት ነው ማለት ነው። በኢትዮጵያ ስለዚህ ይሄንን ምርት ኢትዮጵያውያን በብዙ ቦታዎች ላይ ይተክሉታል ይንከባከቡታል ያሳድጉታል ማለት ነው። ስለዚህ የተሻለ ቡና ምርት ለማግኘት ማለት ነው ስለዚህ ይሄ ቡናማ የሚለው ልክ ቡና ሲፈላ የሚኖረው ቀለም አለ ማለት ነው። ስለዚህ ደስ የሚል መዓዛው ያማረ ሽታው በተጨማሪ ቀለሙ ደግሞ በጣም ደስ የሚል ሰዎችን ያው ቡና ሚጠቅመው ለመዝናኛ ነው። አእምሮን ዘና ለማድረግ ነው ካፌን የሚባል ንጥረ ነገር አለው ስለዚህ ቡና በምንወስድበት ጊዜ አእምሯችን ይነቃቃል። ስለዚህ አእምሯችን ተነቃቃ ማለት የተሻለ ስራ የተሻለ ግብ የተሻለ ውጤት እናስገኛለን ማለት ነው። ስለዚህ ስራችንን በንቃት ለመከታተል ለመሳተፍ ቡና በጣም ወሳኝ የሆነ ነገር ነው። ስለዚህ ቡና ግን በሚሰራበት ጊዜ በአግባቡ መሆን አለበት ምክንያቱም ቡና የራሱ የሆነ ቀለም ስላለው ማለት ነው። ቡናማ ቀለም ከነስሙ ቡናማ ቀለም ሲቆላ ሲፈጭ ሲፈላ ብዛቱ መጠኑ የራሱ የሆነ መጠን አለው ስለዚህ በዚያ መሰረት ይሰራል ማለት ነው። ስለዚህ ይህንን ለማድረግ ምንድነው ቡናው ቡናማ ቀለሙን መጠበቅ አለበት ማለነው? ለምሳሌ አንዳንዶች በሚቆሉበት ሰዓት በጣም ያጠቁትና ጥቁር ያደርጉታል ያ ማለት ቡና ከለሩ ቡና ቀለሙን አጥቷል ማለት ነው። ቡና ቀለም የሚባለው አጥቶ ወደ ጥቁርነት ተቀይሯል ማለት ነው። ስለዚህ ቡናማ ቀለም ስንል ወደ ቀይም ወደ ጥቁርም የሆነ የቀይና የጥቁር ቅልቅል ነው የሚመስለው በጣም ደስ ይላል። ሽታው ቀለሙ በጣም ወሳኝ የሆነ ነገር ነው። ስለዚህ ቡና እንዳሉት ያው በሀገራችን በጣም በሰፊው የሚመረት አሁን መንግስትም በጣም ትኩረት ሰጥቶ የሚሰራው ስራ በተለይ በኦሮሚያ ክልል እና በደቡብ ያገራችን ክፍል በብዛት የሚመረት እና ከሀገር ውስጥም አልፎ ለውጭ ገበያ። መንግስትም ዶላር የሚያገኝበት በጣም ከፍተኛ የሆነ የገቢ ምንጭ የምናገኝበት ስለሆነ ቡና በጣም ተወዳጅ ነገር ነው። ማነው? ስለዚህ ቡና ቡና እየተባለ እንዲሁም መዝሙር አለው። ቡና ቡና የገቢ ምንጫችን ቡና ቡና እየተባለ የተለያዩ አይነት መዝሙሮች አሉ። ስለዚህ ኢትዮጵያውያን ለቡና ያለን ፍቅር በጣም ልዩ ነው ማለት ነው። ለምሳሌ የኔን ቤተሰቦች ሳይ የኔን ቤተሰቦች ብቻም ሳይሆን በአብዛኛው የሀገራችን ክፍል አርሶ አደኑ ስለዚህ አርሶ አደሮች ወደ ስራ ቦታ ከሚሄዳቸው በፊት ምንድነው የሚያደርጉት? በጧት ተነስተው ቡና ነው የሚያፈሉ። ለቡና ያላቸውን ፍቅር ነው የሚያሳይ ስለዚህ። ጧት ይነሳሉ ቡናቸውን አፍልተው ቤታቸውን ጽድት ጽድት አድርገው ቡና ያፈላሉ ከዛ የቡና የራሱ የሆነ ያዘገጃጀት እንትን አለው ቅደም ተከተል አለው። ስለዚህ ያንን ተከትሎ ያዘጋጃሉ ስለዚህ ያንን የተዘጋጀው ቡና ከጠጡ በኋላ ነው ወደ ስራ የሚሄዱት ማለት ነው። ስለዚህ ልክ ይሄን ቡና ከጠጡ በኋላ ፈታ ብለው አእምሯቸውን ንጹህ ነው የሚሆነው ቡናቸውን ስራቸውን በአግባቡ ያከናውናሉ ማለት ነው። ስለዚህ የቡና በጣም ወሳኝ የሆነ ነገር ነው። ከስራም ሲመለሱ ቡና የሚፈላበት አጋጣሚ አለ ምክንያቱም ከስራ ሲመለሱ ደግሞ አሁንም ድክም ብሏቸው አእምሯቸው ዝሎ ነው የሚመጣ ስለዚህ። ያው የማነቃቂያ ቡና ነው። በአንደኛ ውይይትም የሚካሄድበት ነው። ስራው እንዴት እንደነበረው ውሎ እንዴት? እንደነበረ ቤተሰብ ሰብሰብ ብሎ ቤተሰብ ወደ ቤት እህት ወንድም አክስት አጎት አንድ ላይ ሰብሰብ ብሎ የሚወያዩበት እንደመወያያም የሚሆን እንደመገናኛም እንደ መሰባሰቢያም የሚጠቀሙበት ስለሆነ። ቡና በጣም ወሳኝ የሆነ ነገር ነው የማለነው። በኢትዮጵያ ስለዚህ ቡናማ ቀለም ይባላል ለምሳሌ ከውቶችም ቡናማ ቀለም አላት ደስ የሚል አላት ይባላል ልብሱም ቡናማ ነው ይባላል። ስለዚህ ቡናማ ቀለም በኢትዮጵያ በጣም ተወዳጅ የሆነ የቀለም አይነት ነው ማለት ነው

ስኳር እንግዲህ ስኳር በጣም ጣፋጭ የሆነ የምግብ አይነት ነው። ብዙ ጊዜ ልጆች ህፃናቶች በስኳር የተለያዩ ነገሮችን ይመገባሉ ለምሳሌ የስኳር ሻይ የሚባል አለ ሻይ ስኳር ነው ዋና ግብአቱ። ቡና አለ ቡና የሚጠጣው ከስኳር በስኳር ነው ስለዚህ በማጣፋጫነት የምንጠቀምበት ምግብ ነው። ምግብ አይነት ነው ማለት ነው። ስለዚህ ስኳር ያው ቡና ስንጠጣ ሻዬ ስንጠጣ ትኩስ ነገሮችን አፍልተን በምንጠቀምበት ጊዜ ስኳር በብዛት እንጠቀማለን። ከዚህ በተጨማሪም ምግብ በምንሰራበት ጊዜ የተለያዩ ንግግሮችን ኬክ በምንሰራበት ጊዜ ስኳር እንጠቀማለን። ያ ማለት የተለየ ጣፋጭ ነገር ነው። ስኳር ያው ከሸንኮራ አገዳ ነው የሚሰራው። ሸንኮራ አገዳ እንግዲህ። በአገራችን በጣም በሰፊው የሚመረት በጣም ጣፋጭ የሆነ ለጤና በጣም ጥሩ የሆኑ ጥቅሞች አሉት አሪፍ አሪፍ የሆኑ ጥቅሞች አሉት። አገዳ ይባላል ወይም ሸንኮራ አገዳ ይባላል። ስለዚህ ይሄን ሸንኮራ አገዳ በፋብሪካ ተቀነባብሮ የተለያዩ ኬሚካሎች ንጥረ ነገሮች ተጨምሮበት ልክ ለምግብነት እንጠቀመዋለን ማለት ነው። ስለዚህ ስኳር በቀለም ደረጃ ነጭ ነው በጣም ነጭ የሆነ ነው። በመጠን ካየነው ደግሞ በጣም ደቃቅ የሆነ ነው ማለት ነው። ጨው አለ ለምሳሌ ጨው ወይም አሻቦ ይባላል። እሱ በጣም ያነሰ ነው ማለት ነው ስለዚህ ዋና ተግባሩን ለማጣፈጫነት ነው የምንጠቀመው ማለት ነው። ሻይ አይ ሚን ሻይ ቡና ለውዝ እንደዚህ የሚጠጡ ነገሮች በተለይ ብዙ ጊዜ ስኳር ይጨመርባቸዋል ሙቅ ነገር ማታ በሚዘጋጅበት ጊዜ ለልጆች ሙቅ ስናዘጋጅ ስኳር እንጨምርበታለን ስለዚህ። ምግቡ ጣፍጦን ደስ ብሎን እንድንመገበው ምን እንጨምርበታል ስኳር ይላል ማለት ነው። ለምሳሌ ስኳር ስኳር ይላል። ስቀምሰው ከንፈርሽ እየተባለ ሙዚቃ አለው። ስለዚህ የስኳር በጣም ጣፋጭ የሆነ ነገር ለመግለጽ የምንጠቀምበት ነው ማለት ነው። ስለዚህ ብዙ ጊዜ በተለይ ህፃናቶች ስኳር ያለባቸውን ምግቦች ይጠቀማሉ ስኳር በሚበዛበት ጊዜም የራሱ የሆነ ጉዳት አለው። ስኳርን በብዛት ምንጠቅም ከሆነ የራሱ ጉዳቶች አሉ ለምሳሌነት አዘውትሮ ስኳርን የሚጠቀሙ ከሆነ። የተለያዩ በሽታዎች አሉ የስኳር በሽታ በራሱ የደም ግፊት የተለያዩ የምግብ ፍላጎት መቀነስ ሊከሰት ይችላል። ከዚህ በተጨማሪ ደግሞ በጣም ጣፋጭ ከመሆኑ የተነሳ ጥርሳችንን እንዲበልዝ ያደርጋል የተለያዩ ባክቴሪያዎች እንዲራቡ እዚያ ቦታ ላይ ከለሩን እንዲቀይር የጥርስ መሻገት የሚባለው ነገር እንዲከሰት ያደርጋል ማለት ነው። ምክንያቱም ስኳር ነገሮችን በብዛት በምንጠቀምበት ጊዜ። የምግብ የስኳር ቁርጥራጮች ጥርሳችን ማዕከል ይቀሩና እነዛ የቀሩ ነገሮች በቀሩት ነገሮች ፈንገሶች ባክቴሪያዎች ጥርሳችንን ይራባሉ ያድጋሉ ጥርሳችንን ይቦረቡራሉ ማለት ነው ስለዚህ የጥርስ መቦርቦርን ሊያስከትል ይችላል። በተለይ በትልልቅ ሰዎች ዘንድ ስኳር ብዙ አይመከርም ለምሳሌ። እኔ አሁን ቡና ስጠጣ ስኳር አልጠቀምም። ምክንያቱም በስኳር ስጠቀም ብዙ ጊዜ ስኳር አይመቸኝም። ቡናው ጣዕሙ ራሱ ይጠፋብኛል ማለት ነው። ከዛ ውጪ ግን ለሻይ እጠቀምበታለሁ ሌሎች ነገሮችን ለመጠቀም አትክልት ነገሮች ለምሳሌ አቮካዶ ስንጠቀም። ሌሎች ነገሮችን ስንጠቀም ስኳር እንጠቀማለን ግን ስንጠቀም ምን መሆን አለበት በአገባቡ በመጠን መሆን አለበት ማለት ነው። ምክንያቱም ሲበዛ አሁንም ብዙ ጊዜ እነዚህ የማይተላለፉ በሽታ የሚባሉ አሉ። እንደ ደም ግፊት ስኳር የኩላሊቲ የጉበት በሽታዎች እነዚህ እነዚህ ምንድነው? ብዙ ጊዜ መነሻቸው እነዚህ ስኳር ነክ ነገሮች ናቸው። ሰዎች ብዙ ጊዜ ስኳር የሚያበዙ ከሆነ። ስታርች ነገር ያላቸውን ምግቦች የሚያበዙ ከሆነ። በተለያዩ በሽታዎች የመያዝ እድላቸው በጣም ከፍተኛ ነው እየጨመረ ነው የሚሄደው ማለት ነው። ስለዚህ ሰዎች አንደኛ እንቅስቃሴ ማድረግ አለባቸው ያው ስፖርት መስራት አለባቸው በእለት ተእለት እንቅስቃሴያቸው ውስጥ ጠዋት ጠዋት ለተወሰነች ደቂቃ ለአስር ደቂቃ ለሃያ ደቂቃ ለሰላሳ ለሃምሳ ለአንድ ሰዓት። እንቅስቃሴዎችን ቀደም ብሎ ተነስቶ እንቅስቃሴን ማድረግ ከእነዚህ ከእነዚህ በሽታዎች ልንቋቋም እንችላለን ወይም ደግሞ ልንከላከል እንችላለን ማለት ነው። ስለዚህ በአጠቃላይ ስኳር በጣም መሰረታዊ የሆነ የምግብ ፍጆታ ነው። በአንድ ቤት ውስጥም በአንድ ቤተሰብ ውስጥም ያለ ስኳር ምንም አይነት እንትን ማለት አይቻልም። በተለይ ልጆች ምግብ እንዲበሉ ምግቡን እንዲወዱት ስኳር ነገር ትንሽ ጨመር ይደረግበታል። ለምሳሌ ወተት ሲጠጡ። የተወሰነ ስኳር ጨመር ይደረግበት እና ልጆች ጣዕሙን ይወዱታል ማለት ነው። ስለዚህ ምግብን በፍቅር ደስ ብሎን እንድንበላው የሚያደርግልን ስለሆነ ስኳር በጣም ተወዳጅ የሆነ ምግብ ነው ማለት ነው።

አውሮፕላን ማለት እንግዲህ የመጓጓዣ አይነት ነው አውሮፕላን ያው በሰማይ የሚበር ሰዎችን እቃዎችን ከአንድ ቦታ ወደ ሌላ ቦታ በአጭር ጊዜ ውስጥ የሚያደርስ የመጓጓዣ አይነት ነው። አውሮፕላን በአገራችን በተለይ በጣም ተወዳጅ እየሆነ የመጣ የትራንስፖርት አይነት ነው። የራሱ የሆኑ ድክመቶች አሉት ድክመቶች ሲባል ያው ለህብረተሰቡ ከሚሰጠው አገልግሎት አንፃር ማለት ነው። ስለዚህ በአውሮፕላን ብዙ ጊዜ የሚጠቀሙት ያው የተሻለ ገቢ ያላቸው ሰዎች ናቸው። ምክንያቱም ክፍያው ትንሽ ጨመር ይላል ለምሳሌ ከአዲስ አበባ ከባህር ዳር አዲስ አበባ ለመሄድ ከሰባት ሺህ እስከ አስር ሺህ በአውሮፕላን ሊጠይቅ ይችላል። በመኪና ብሄድ ግን ከአንድ ሺህ እስከ ሁለት ሺህ ሊጠይቅ ይችላል ማለት ነው። ስለዚህ በገንዘብ ደረጃ በኢኮኖሚ ደረጃ አኒኮኖ ኢኮኖሚካል አይደለም ወይም ደግሞ በጣም አዋጫ አይደለም። ግን በፈለግነው ሰዓት ለመድረስ ከፈለግን ግን አውሮፕላን የግድ አስፈላጊ ነው ማለት ነው። ስለዚህ ከአዲስ አበባ ባህርዳር ለመሄድ አንድ ሰዓት እንዲፈጅበት ነው። አንድ ሰዓት ወይ አንድ ሰዓት ተኩል በመኪና ግን ብሄድ ከዘጠኝ ሰዓት እስከ አስር ሰዓት ወይም ደግሞ እስከ አስራ ሁለት ሰዓት ሊፈጅብኝ ይችላል ማለት ነው። ስለዚህ ጊዜዬን የምፈልገው ከሆነ በአውሮፕላን መሄድ ጊዜዬን የማልፈልገው ከሆነ በመኪና መሄድ በኢኮኖሚ ደረጃ ያዋጣል ማለት ነው። ከዛ ውጪ ግን ቶሎ የመድረስ ያለመድረስ ምቾት አለ ምቾቱ በራሱ አንድ እንትን ነው ማለት ነው። በመኪና ስነሄ በጣም ምቾቱ ምቾት የለውም። ለብዙ ሰዓት ነው ከአንድ ቦታ ላይ የምንቀመጠው ስለዚህ ያ ለተለያዩ የጤና ችግሮችን ሊያጋጥም ይችላል ማለት ነው። ስለዚህ አውሮፕላን በጣም ውድ የሆኑ እቃዎችን በአጭር ጊዜ ለማጓጓዝ እንጠቀምበታለን በአውሮፕላን የሚጓጓዙ ነገሮች ውድ የሆኑ ነገሮች ናቸው። በጣም ቀለል ያሉ ውድ የሆኑ ነገሮች ቶሎ ሊበላሹ የሚችሉ ነገሮች በአውሮፕላን ይጓጓዛሉ ማለት ነው። ከዛ ውጪ ግን ለምሳሌ ከኢትዮጵያ ወደ ውጭ ሀገር ወደ አሜሪካ አውሮፓ ቻይና አሜሪካ አለመሄድ ከፈለግን። ምንድነው? አማራጮች አሉን ማለት ነው ስለዚህ በጀልባ የመሄድ አማራጭ ሊኖር ይችላል። በአውሮፕላን የምሄድ አማራጭ ይኖራል ማለት ነው ስለዚህ እነዚህ አማራጮች የኛ ናቸው። ስለዚህ በአውሮፕላን በሄድ ምን ምን ጥቅም አገኛለሁ ምን ምን ጉዳት አለው? በጀልባ ብሄድ ወይም በባቡር ብሄድ ምን ጉዳት አለው ምን ጥቅም አለው? ስለዚህ እንደየ ሰው ሁኔታ እቃዎችን ሰዎችን በአውሮፕላን ሊያጓጉዝ ይችላል በመኪና ሊያጎጉዝ ይችላል ወይም ደግሞ በባቡር ሊያጎጉዝ ይችላል ማለት ነው። ስለዚህ አውሮፕላን በጣም ረጅም የሆነን ርቀት በአጭር ጊዜ ለማድረስ ይጠቅማል ማለት ነው። ያ ግን ሲጓጓዝ ግን ኮስት ወይም ደግሞ ዋጋው በጣም ከፍተኛ ነው። ስለዚህ ያንን ከፍተኛ ዋጋ ደግሞ በምንድነው የምናካክሰው? አንደኛ እርካሽ ውድ የሆኑ ነገሮችን እና ቀላል የሆኑ ነገሮች ለምሳሌ ወርቅ እንደወርቅ አይነት ያሉት ነገሮች በአውሮፕላን ነው የሚጓጓዙት። አበባ ለምሳሌ የአበባ ምርት ኢትዮጵያ ምርት ታመርታለች አባ በጣም ውድ የሆነ የሰው ልጅ ስጦታ ነው። ለሰው ልጅ ሲሰጥ ደስ ይላል የተለየ ከለር አለው። ተፈጥሮ የሆነ አባ ስለዚህ እነዚህን አባዎች ከምርት ከተመረቱበት ቦታ ወደ የሚፈለገው የአለማችን ክፍል ለማጓጓዝ ሲፈለግ ምንድነው አውሮፕላን ነው የምንጠቀመው ማለት ነው። ምክንያቱም ሌላ ባቡር ጀልባ ብንጠቀም ቶሎ ነው የሚበላሹት ስለዚህ ጥቅም ሳይሰጡ መንገድ ላይ ወድቆ ይቀራሉ ማለት ነው። የሚፈለገውን አገልግሎት ሳያገኙ ሳይሰጡ ይቀራሉ ማለት ነው። ስለዚህ በአውሮፕላን ከሆነ ግን ማክሲመም ለምሳሌ እዚህ አሜሪካ ባንድ በአንድ ቀን ወስደን ልናስገባው እንችላለን ማለት ነው። ስለዚህ ውድ የሆኑ ነገሮችን ቶሎ ሊበላሹ የሚችሉ ነገሮችን በአጭር ጊዜ ከአንድ ቦታ ወደ ሌላ ቦታ ለመጓጓዝ እንጠቀማለን ማለት ነው። ለምሳሌ እኔ በአውሮፕላን አንዴ ነው በህይወት ዘመኔ የሄድኩት የሆነ ጊዜ የሁለተኛ ክፍል ፈተና ለመፈተን ወደ አዲስ አበባ አይቼ ነበር። እና ከዛ ከአዲስ አበባ ወደ ባህር ዳር ለመመለስ ትንሽ ግጭቶች ነበሩ። እኔ በሚሄድበት አካባቢ መንገድ ላይ እና እነዛ ግጭቶች ደግሞ እነዛ ስላሰጉኝ ወይም ደግሞ ችግር ይፈጥርብኛል ብዬ ስላሰብኩኝ በአውሮፕላን ነው ያሔድኩት ማለት ነው። ስለዚህ በአጭር ሰዓት ከአዲስ አበባ ባህር ዳር አንድ ሰዓት ባልሞላ ጊዜ ውስጥ ወስዶ እዛ አስቀመጠኝ አደረሰኝ ማለት ነው። እዛ በኋላ ወደ ቤተሰቦችን በቀላሉ ሄድኩኝ ማነው? ስለዚህ አውሮፕላን በጣም ደስ የሚል በብዙ ሰዎች ዘንድ ተወዳጅ የሆነ ግን በጣም ከፍተኛ የሆነ ኢኮኖሚን የሚጠይቅ የትራንስፖርት አይነት ነው ማለት ነው። ስለዚህ ሰዎች ብዙ ጊዜ ገንዘብ ካላቸው በአውሮፕላን መሄድን ይመርጣሉ ማለት ነው።

ማታ ይላል እንግዲህ ማታ ማለት ያው ጨለማን ለማመልከት ነው። ስለዚህ ቀን አንድ ቀን ማለት ሃያ አራት ሰዓት ነው ከዚህ ሃያ አራት ሰዓት ውስጥ አስራ ሁለቱ ሰዓት ቀን ይባላል ብርሃን ያለበት ማለት ነው። አስራ ሁለቱ ሰዓት ደግሞ ወይም ደግሞ ብርሃን የሌለበት ፀሀይ ማትታይበት ወቅት ደግሞ ማታ ይባላል ማለት ነው። ስለዚህ ማታ ማለት ጨለማ ማለት ነው ጨለማው የቀን የቀን ክፍል ነው ማለት ነው። ስለዚህ ጨለማ አለ ቀን አለ ማለት ነው አስራ ሁለት አስራ ሁለት ሰዓት ማለት ነው። ስለዚህ በማታ የሰው ልጅ ስራዎችን በቀን ሲያከናውን ይውላል የተለያዩ ስራዎችን ይሰራል ከቦታ ቦታ ይንቀሳቀሳል። ማታ ደግሞ ሰብሰብ ይላል ማለት ነው ወደ ቤቱ ብዙ ስራዎችን ቤቱ ስራ ቤቱ ሆኖ የሚሰራቸው ስራዎች ካሉ ቤቱ ሆኖ ይሰራል ማለት ነው። ስለዚህ ማታ የሚሰሩ ስራዎች። በጣም ብዙ ስራዎች ሊኖሩ ይችላሉ ለምሳሌ ማንበብ መጽሐፍ የልጆች ልብስ ማጠብ የቤት ቁሳቁሶችን ማዘገጃጀት እነዚህ እነዚህ ነገሮች በማታ በቤታችን ልንሰራቸው የምንችላቸው ነገሮች ናቸው ማለት ነው። በአብዛኛው ግን በማታ ያው መተኛት ነው እረፍት ያስፈልገዋል የሰው ልጅ ቀን ሲሰራ ውሎ ማታ ማረፍ አለበት መተኛት አለበት። አንድ ኖርማል ሰው አንድ ወጣት ሰው ማታ ከስምንት ሰዓት እስከ አስር ሰዓት መተኛት አለበት ይባላል ስለዚህ። ልክ ከምሽቱ ሶስት ሰዓት አራት ሰዓት ጀምሮ እስከ አስራ አንድ ሰዓት እስከ አስራ ሁለት ሰዓት መተኛት አለበት ማለት ነው እረፍት ማድረግ አለበት ለሚቀጥለው ስራው። ዝግጁ ሆኖ መጠበቅ አለበት ማለት ነው በዚህ በማታ ሰዓት ስለዚህ ማታ ያው ሰዎች ወደ ቤታቸው ወደሚኖሪያ ቤታቸው ሰብሰብ ብለው እዛ ጋር የሚያሳልፉትን ስራ የሚሰሩትን ስራ ይሰራሉ ማለት ነው። ከዚህ ውጪ ግን በማታ የሚንቀሳቀሱ የሚፈቀድላቸው የዱር አራዊቶች አሉ እንስሳቶች አሉ ማለት ነው። ለምሳሌ ጅብ አንበሳ እነዚህ የተለያዩ አይነት እንስሳቶች በማታ ከቦታ ቦታ በመንቀሳቀስ ምግባቸውን ይፈልጋሉ ማለት ነው። ለምሳሌ ጅብ አጥንት ስጋ ምናምን እንስሳትን በማዳን ሊሆን ይችላል የሞተ ነገር ፍለጋ ከቦታ ቦታ ይንቀሳቀሳል ማለት ነው። ስለዚህ በማታ የተፈቀደላቸው እንዲንቀሳቀሱ የተፈቀደላቸው እንስሳቶች አሉ የተከለከሉ እንስሳቶች አሉ ማለት ነው። ስለዚህ የሰው ልጅ ቀን ሲሰራ ሲለፋ ሲደክም ሲቆፍር ሲያርስ ሲያስተምር የተለያዩ አገልግሎቶች አገልግሎቶችን ሲሰጥ ይውላል በማታ ግን እርፍ ይላል ማለት ነው። ይተኛል ማለት ነው ለስምንት ሰዓት ሊሆን ይችላል ለአስር ሰዓት ሊሆን ይችላል። ለአስራ ሁለት ሰዓት ሊሆን ይችላል እረፍት ያደርጋል ማለት ነው። ስለዚህ በማታ እነዚህ እነዚህን ስራዎች ይሰራል ማለት ነው ስለዚህ ማታ የሚለው የቀን ተቃራኒ ነው። ቀን ብርሃን አለ በማታ ምንም አይነት ብርሃን የለም። ሰው ሰራሽ የሆነ ነገር ካልሆነ ተፈጥሮአዊ ነገሮች በርግጥ ከዋክብቶች አሉ ጨረቃ አለች አንዳንዴ አልፎ አልፎ ማለት ነው። እነዚህ ጨረቃዎች የተወሰነ ብርሃን ስለሚሰጡ ሰዎች ከቦታ ቦታ ረጅም የሆነ ርቀት ሳይሆን አጭር የሆነ ርቀት ከቦታ ቦታ ሊንቀሳቀሱ ይችላሉ። ወይም ደግሞ በጣም አስፈላጊ የሆነ ነገር ሲገጥማቸው ለምሳሌ ወሊድ ኬስ እና አንድ እናት ምጥ ቢይዛት ለመውለድ ብትዘጋጅ ወደ ህክምና በጨለማ በማታ ይዘዋት የሚሄዱ ማት ነው። ስለዚህ አንዳንድ እንድንቀሳቀስ የሚያደርጉ ነገሮች ካላጋጠሙን በስተቀር በማታ እንንቀሳቀስም ለምሳሌ ሰው ሊሞትብን ይችላል። እከሌ ሞቷል ከተባለ በጨለማ የግድ ሂደን እዚ ቦታ ላይ መድረስ አለብን በተባለው ቦታ ማለት ነው። ካልሆነ ግን ያው ያ ሰው ደግሞ ይቸገራል ማለት ነው። ስለዚህ በማታ እንዲንቀሳቀሱ የተፈቀደላቸው አሉ ደግሞ። በአብዛኛው የሰው ልጅ በማታ ሲንቀሳቀስ ያው ጉዳት ነው የሚያጋጥመው የተለያዩ ጉዳት ይችላሉ ለምሳሌ ጅብ ሊያጋጥመው ይችላሉ። የተለያዩ ተናዳፊ እንስሳት ሊያጋጥሙት ይችላሉ። ስለዚህ ከእነዚህ ለመራቅ ምን ማድረግ አለበት? ማታ ቤቱ ላይ ጸጥ ብሎ መተኛት አለበት ማለት ነው። ከዚህም በተጨማሪም። የተለያዩ የጥበቃ ሰራተኞች አሉ ማታ ከቦታ ቦታ እየተንቀሳቀሱ ሰውን የሚጠብቁ። ሌባ የሰውን ልጅ እንዳይሰርቅ ንብረቱን እንዳይሰርቅ የሚጠብቁ ጥበቆች አሉ እነሱ ያው እየተዘዋወሩ ያን አካባቢ የተፈቀደላቸውን አካባቢ ይጠብቃሉ ማለት ነው። በዚህ ሰዓት እንንቀሳቀሳለን ማለት ነው። ስለዚህ ማታ የሚለው ቃል ይሄንን ይገልጽልናል ማለት ነው

ጁላይ ይላል እንግዲህ ጁላይ ማለት በእንግሊዘኛው ነው ወርን ለማመልከት ነው በአማርኛ ሀምሌ ማለት ነው ስለዚህ ጁላይ ሲባል። ልክ በውጮች ወይም በፈረንዶች ጃንዋሪ ላይ ነው። እንትን የሚሉ አመት ነው ወይም አዲስ አመትን አንድ ብለው የሚጀምሩት ስለዚህ። ጃንዋሪ ፈቭሯሪ ማርች አፕሪል ሜይ ጁን ጁላይ ስለዚህ ሰባተኛው ወራቸው ነው ማለት ነው። በውጪዎች አቆጣጠር የወር ቆጣጠር ሰባተኛው ወራቸው ነው። ስለዚህ ጁላይ ማለት በእኛ በኢትዮጵያ ደግሞ ሀምሌ ማለት ነው። ስለዚህ በሀምሌ የተለያዩ ስራዎች የሚሰሩበት ወቅት ነው በጣም ደስ የሚል ወር ዝናብ በደንብ በከፍተኛ ሁኔታ የሚዘንብበት ወቅት ነው። ገበሬዎችም የተለያዩ ለምግብነት የሚያገለግሉ አዘርቶችን የሚዘሩበት ቆሎ ጤፍ ዳጉሳ ማሽላ አተር ባያ የመሳሰሉትን አዝርቶች የሚዘሩበትና ለእግዚአብሔር አደራ የሚሰጡበት መሬት ላይ የሚበትኑበት መሬታቸውን አለስልሰው በእርሻ የተለያዩ ግብአቶችን በመጠቀም የሚዘሩበት ወቅት ስለሆነ ጁላይ በጣም ደስ የሚል ወቅት ነው። ስለዚህ በዚህ በሀምሌ ወር ያው በኢትዮጵያ በአብዛኛው ክፍል ግብርና ስራ ነው የሚተዳደረው። ስለዚህ ግብርና ደግሞ ሀምሌ ላይ ነው አብዛኛው ስራ የሚሰራው ማለት ነው። ስራ መሬት የማለስለስ ስራው የሚከናወነው ሀምሌ ላይ ነው። ስለዚህ በሀምሌ በጣም ብዙ ግብርና ባለሙያዎች ገበሬዎች ማሳ ላይ ለሚውሉት ማሳ ላይ ነው ስለዚህ ማሳ ላይ በመውጣት የሚዘሩትን ነገሮች ጤፍ ሊሆን ይችላል እንደዛ ላይ ጤፍ በመስመር መዝራት ማረም አረም ካለው ያንን አረም ማስወገድ መንቀል ያስፈልጋል ማለት ነው። ስለዚህ በሀምሌ በጣም ብዙ ዝናብ የሚዘንብበት በጣም ደስ የሚል አረንጓዴ አብዛኛው ቦታ ልክ አረንጓዴ የሚሆንበት ሜዳው ሸንተረሩ ከውቱም ደስ የሚል ህይወት የሚያሳልፍበት ወቅት ስለሆነ ጁላይ በጣም ጥሩ ነው። ያው ዝናብ የተወሰነ በዛ ስለሚል ጭቃ ነገር አለ ጭቃ ያው ልብስ የማቋሸሽ ምን ምን ነገሮች አሉ ግን ይሄ የተለመደ እንቅስቃሴ ስለሆነ ሰው በቃ ትኩረት አይሰጠውም ለዚህ ለጭቃው ማለት ነው። ስለዚህ ዝናቡ በጣም ይዘንባል ይህንን ዝናብ በተለያዩ መከላከያ መንገዶች እየተከላከለ ስራውን ነው የሚሰራ ማለት ነው። የተለያየ ይይዛል የተለያዩ ገሳ የሚባል አለ የዝናብ መከላከያ ልብሶች አሉ። እነዚህን በመጠቀም አብዛኛው ገበሬ ወይም ደግሞ በግብርና ስራ የሚተዳደሩ የረሳ ክፍሎች ውጭ ነው የሚያሳለፉት ማለት ነው። ስለዚህ በሀምሌ በጭራሽ በቃ ቤት የሚውል ሰው የለም በቤት የሚውል ገበሬ የለም። ማነው ሁሉም በማሳው አረም ሲያስወግድ እህል ሲዘራ ሲወቃ እንኳን የለም ብዛን ወቅት የተለያዩ ስራዎችን ሲሰራ ኢቭን ልጆች ሳይቀር ማለት ነው። ልጆች እዚያ ጋር ነው የሚውሉት። እዛ ቁጭ ብሎ በሬ በማጣመድ ሊሆን ይችላል። ወይም ጉልጓሎ የሚባል አለ ጉልጓሎ መጎልጎል ጥቅጣቆ ማጠቅጠቅ የሚያስፈልጉ ማቴሪያሎች ወደ ማሳው ወስዶ ማቅረብ እነዚህ እነዚህን ስራዎች ይሰራሉ ማለት ነው። በጁላይ ወይም ደግሞ በሀምሌ ማለት ነው ስለዚህ ሀምሌ አብዛኛው የመምህር ሰራተኛ ወይም ደግሞ መምህራን እረፍት የሚያደርጉበት ነው። የእረፍት ጊዜያቸው ነው መምህራን ማለት ነው። ስለዚህ በዚህ ጊዜ መምህራን ያው የዩኒቨርሲቲ መምህራን ከሆኑ ያው የክረምት ትምህርት አለ የርቀት የሚባለው የክረምት ትምህርት አለ ያንን ወደዛ ይሰማራሉ። ከዛ ውጪ ያሉ መምህራን ግን ምንድነው? ሚያደረጉት የተለያዩ ስራዎችን ከገበሬው ጋር አብረው ይሰራሉ። ቤተሰቦች ቤተሰቦቻቸውን ይጠይቃሉ ወይም ደግሞ ከሌላ ቦታ በእቅዳቸው መሰረት ሌሎች ታሪካዊ ቦታዎችን የሚጎበኙበት ወቅት ነው። ስለዚህ በሀምሌ በትምህርት የትምህርት አለም በትምህርት ስራ የተሰማረው አለም ተማሪው ሊሆን ይችላል መምህሩ ሊሆን ይችላል እረፍት የሚሆንበት ጊዜ ስለሆነ። በአብዛኛውም የግብርና ባለሞያ በግብርና ስራ በሚተዳደሩ ቤተሰቦች ስለሆነ ያሏቸው እዚያ ጋር በመሄድ የግብርና ስራው ላይ በመሳተፍ እገዛ በማድረግ እገዛ ያደርጋሉ። ቤተሰቦቻቸውም በተለያየ በሚችሉት ከብት በማቆም ሊሆን ይችላል ኢቭን ከብት በማቆም ምሳ በማቀበል በሬ በማጣመድ የመሳሰሉትን ስራዎች በመስራት በዛ በማሰው አካባቢ በመሆን እገዛ ያደርጋሉ ማለት ነው። ስለዚህ የወቅት በጣም ወሳኝ የሆነ ወቅት ነው ማለት ነው

ስብሰባ ይላል እንግዲህ ስብሰባ ማለት ሁለት እና ከዚያ በላይ የሆኑ ሰዎች አንድ ላይ ቁጭ ብለው የተለያየ ሀሳቦችን በማንሳት ሀሳብ የሚለዋወጡበት መድረክ ነው ወይም ቦታ ነው ማለት ነው። ስለዚህ ስብሰባ ሲባል የተለያዩ የስብሰባ አይነቶች ይኖራሉ። ለምሳሌ በአንድ የትምህርት መስክ ወይም ደግሞ በአንድ ሙያ ውስጥ የሚሰሩ ሰዎች የቀን ውሏቸውን ለመገምገም ሊሆን ይችላል። ወይም ደግሞ ቀን ምን መስራት እንዳለባቸው ጠዋት ላይ ስብሰባ ያካሂዳሉ ስለዚህ ቀን እነዚህ እነዚህን ስራዎች መስራት አለብን ብሎ አጠር ያለች ስብሰባ ያካሂዳሉ ማለት ነው። ስለዚህ ያንን ስብሰባ በጧቱ ለአንድ ደቂቃ ሊሆን ይችላል ለሁለት ደቂቃ ለአንድ ሰዓት እንግዲህ የስብሰባው እርዝመት እንደየስብሰባው አይነት ይወሰናል ማለት ነው። በዛች በተሰጣቸው ሰዓት ላይ ተሰብስበው ውይይት አድርገው እቅድ አቅደው ይወጣሉ ማለት ነው። ከዛ ደግሞ ከስራ መልስ ደግሞ ውሎ እንዴት እንደነበረ የሚገማገሙበት ምን አይነት ውጤታማ ስራዎች ተሰሩ ምን አይነት ችግሮች አጋጠሙ የሚሉትን የሚያዩበት የሚገመግሙበት ሰዓት ደግሞ ይኖራቸዋል። በዛች ያችን አጠር ያለች ስብሰባ ጠርተው እንትን ይላሉ ማለት ነው። ስለዚህ ስብሰባ ያው ከዛም በላይ አንድ ቀን የሚፈጅ ስብሰባ ይኖራል ሁለት ቀን የሚፈጅ ስብሰባ ሶስት ቀን የሚፈጅበት በተለይ ፖለቲካዊ ይዘት ያላቸው ስብሰባዎች ብዙ ጊዜ ጊዜ ይፈጃሉ። አንድ ሰዓት ሁለት ሰዓት አንድ ቀን ሁለት ቀን ሶስት ቀን እኔም ተሰብስቤ አውቃለሁ ሳምንት ተሰብስቤ አውቃለሁ። ምክንያቱም ፖለቲካዊ የሆኑ ጭብጦችን ለማስጨበጥ የሆነ ፓርቲ ገዢው ፓርቲ ሊሆን ይችላል በአብዛኛው ሰብሳቢዎች ስብሰባዎችን ሰብስቦ ለህብረተሰቡ ለማህበረሰቡ መብትና ግዴታውን ሊሆን ይችላል ስለ አስተዳደራዊ ሁኔታው ሊሆን ይችላል። የሚያስጨብጥበት እስከ ሳምንት ድረስ እስከ ወር የሚፈጅ ስብሰባዎች አሉ ማለት ነው። ስለዚህ ስብሰባዎች አንዳንዴ የራሳቸው የሆነ ደካማ ጎን ይኖራቸዋል ጠንካራ ጎንም ይኖራቸዋል ማለት ነው። ጠንካራ ጎናቸውን ንናይ ምንድነው አንደኛ መረጃ የምንለዋወጥበት ነው። የተለያዩ ሰዎች ናቸው የሚሰበሰቡት እዚያ ቦታ ላይ እዚያ ስብሰባ ላይ ስለዚህ እነዚያን የተለያዩ የትምህርት ደረጃ ዲሲፕሊን የትምህርት አይነት ያላቸው እውቀት ያላቸው ስለሆኑ የተለያየ አይነት መረጃ ለህብረተሰቡ ይሰጣሉ ወይም ደግሞ ለተሰብሰቢው ያስተላልፋሉ ማለት ነው። ስለዚህ መረጃን በተሻለ በጥራት እና በፍጥነት ለማግኘት ለስብሰባዎች ወሳኝ ናቸው። ከዚህ በተጨማሪ ግን የሚያጠፉት ጊዜ ስብሰባ በስብሰባ ምክንያት የሚጠፋው ጊዜ በጣም አክሳሪ ነው። ብዙ ጊዜ በማይረቡ ስብሰባዎች ጥቅም ለሌላቸው ስብሰባዎች ሰዎች ይሰበሰባሉ። ተሰብስበው ግን መስጠት የሚገባቸውን አገልግሎት ደግሞ አይሰጡም። ለምሳሌ አገልግሎት ሰጪ ተቋማት የሚባሉት የመንግስት አገልሎት ሰጪ ተቋማት ብዙ ጊዜያቸውን በስብሰባ ያሳልፋሉ በግምገማ ግምገማ አለ ምናምን በቃ ስብሰባ ነው። አራት ሰዓት ስብሰባ አምስት ሰዓት ስብሰባ እንደዚህ እያተባለ ሰው በጣም ይጉላላል ማለት ነው። ስለዚህ በዚህ ሰዓት ደግሞ ህብረተሰቡ በቃ የሚያነሳቸው ችግሮች አሉ እንዲፈታለት የሚፈልገው ችግር አለ ስለዚህ ያ ባለሙያ እዛ ስብሰባ ላይ ቁጭ ብሏል ወቶ እንዳያስተናግድ የበላይ አካሉ ይቆጣዋል ወይ ይቀጣዋል ማለት ነው። እዚህ መጥቶ እንዳያስተናግድ እነዚያ ሰዎች ዝም ብሎ ቁጭ እንዳይል ደግሞ እነዚያ ሰዎችም እንትን ይሉታል በጣም አላስፈላጊ የሆኑ ስብሰባዎች አሉ። አሁን አንዳንዴ መንግስትም እንደ እንትን ወስዶ እንደ አጀንዳ ወስዶ እንዲቀሩ የሚያደርጋቸው ስብሰባዎች አሉ። ስለዚህ በአጠቃላይ ስብሰባ የራሱ የሆነ ጥቅም በአግባቡ ከተጠቀምንበት ላገልግሎት ካዋልነው ነው ስብሰባ ይጠቅማል። ግን መርዘም የለበትም ሰዓቱ መርዘፍ መንዛዛት የለበትም። አጠር ያለች መልእክት አጠርባለች ጊዜ መካሄድ አለባት። ከዛ ውጪ ግን ቀንኡን ሙሉ ዝም ብሎ ተቀምጦ የሚዋለው ስብሰባ ያ በጣም አዋጭ ነው አሰልቺ ነው። አንደኛ ተሰብሳቢው ያሰለቻል እዛ ቁጭ ብሎ ያን ሰውየው ዝም ብሎ ይለፈልፋል ምንም የሚሰማው አካል የለም። ዝም ብሎ ለአቴንዳንስ ብቻ የሚኬድበት አጋጣሚ አለ። ያ ደግሞ ዝም ብሎ ጊዜን ለመፍጀት ካልሆነ የሚፈይደው የሚሰጠው ጥቅም የለም። ስለዚህ እነዚህ ስብሰባዎች መወገድ አለባቸው። ከዛ ውጪ ግን ፕሮፌሽናል የሆኑ ስብሰባዎች አሉ። አንዳንድ ስብሰባዎች ለምሳሌ በደብረ ማርቆስ ዩኒቨርሲቲ የሚዘጋጁ ሳምንታዊ ውይይቶች አሉ የራሳቸው ጊዜ እና ቦታ ተሰቶዋቸው ሰው ተመርጦላቸው ሰዎች ሀሳባቸውን የሚያንፀባርቁበት መረጃ የሚለዋወጡበት አለ። ስብሰባ በየሳምንቱ ማለት ነው። ስለዚህ ያ ስብሰባ በጣም ይጠቅማል። ስለዚህ እኔ በምፈልገው ጊዜ ግዳጅ ሳይኖርብኝ በፍላጎቴ ሄጄ እዚያ ቦታ ላይ ብሰበሰብ ጥቅም አገኝበታለሁ ብዬ ካሰቡኝ እሄዳለሁ አላገኝም አይ አይጠቅመኝም ብዬ ሳስብ ደግሞ አልሄድም ማለት ነው። ስለዚህ እንደዚህ አይነት ክፍት የሆኑ ስብሰባዎች ለሰው ልጅ በጣም ወሳኝ ናቸው ማለት ነው። ከዚያ ውጪ ያሉት ግን አይጠቅሙም

መርሃ ግብር ይላል እንግዲህ መርሃ ግብር ማለት እንግዲህ የሆነን እቅድ አለ የሆነን ያን እቅድ ለማከናወን የሚወጡ መርሃ ግብሮች ቅደም ተከተሎች ይኖራሉ። ማነው ስለዚህ ለምሳሌ ስብሰባ በሚኖርበት ጊዜ መርሃ ግብር ምን ምን መርሃ ግብሮች ላይ አሉ ይባላል። በቀን ውስጥ በቀን ውስጥ ውስጥ ለምሳሌ ለአራት ሰዓት ከሆነ ስብሰባው አራት ሰዓት አራቱን ሰዓት ውስጥ አንድ አይነት ፕሮግራም ነው የሚካሄደው አንድ አይነት ዝግጅት ነው የሚካሄደው? ወይስ የተለያዩ መርሃ ግብሮች አሉ። ለምሳሌ በዚህ አራት ሰዓት ውስጥ የምሳ መርሃ ግብር የእንግዳ መቀበያ መራ ግብር የመጡት እንግዶች ንግግር የሚያደርጉበት መርሃ ግብር ማለት ነው ስለዚህ የራሳቸው ሰዓት ተበጅቶላቸው ተቀምጦላቸው የሚካሄዱ ፕሮግራሞች ናቸው። መርሃ ግብር ስንል ስለዚህ ለምሳሌ በዛሬው ስብሰባ ምን ምን መርሃ ግብሮች ይካሄዳሉ ከተባለ? ከሌ የፕሮፖዛል ንግግር ያደርጋል ዶክተር ከሌ እንደዚህ ያደርጋል ዶክተር ከሌ ደግሞ እንደዚህ ያደርጋል ይባላል ስለዚህ መርሃ ግብሮች ይወጣሉ። ስለዚህ የምሳ ምራ ግብር አለ። የጉብኝት ምራ ግብር ሊኖር ይችላል ልክ ስራው ካለቀ በኋላ ጉብኝት ለምሳሌ የሆነ ሰው ለሆነ ስራ የሆነ ከተማ ቢመጣ የሚጠበቅበትን ስራ ካከራወነ በኋላ የምሳ ፕሮግራም ይኖራል መራ ግብር ይኖራል። ስለዚህ ምሳ ተዘጋጅቶ እዚያም ምሳ ሳላግ ይገኛል የሚፈልጉ ሰዎች ቁጭ ብለው ምሳ ይጋበዛሉ ይበላሉ ማለት ነው። ከዛ የጉብኝት ፕሮግራም ካለ በዩኒቨርሲቲ ውስጥ ያሉ አንዳንድ ስራዎች የተሰሩ ስራዎች ካሉ እንደዛ ለዛ ለመጣው ሰው የማስተዋወቅ ፕሮግራም ወይም መርሃ ግብር ይኖራል ማለት ነው። ስለዚህ ይሄ መርሃ ግብር ተከትሎ ሰውየው በመራ ንጉሩ መሰረት ልክ ያንን ጉብኝት ያካሂዳል ማለት ነው ገለጻ ይደረግለታል። የሚፈልገው ጥያቄ ካለ ይጠይቃል የሚፈልገውን እውቀት ይዞ ይሄዳል ማለት ነው። ከዛ በኋላ የሚሆነው የሚኖረው መርሃ ግብር የራት ግብዣ ሊሆን ይችላል የተለያዩ ግብዣዎች ይኖራሉ መራ ግብሮች ይኖራሉ ማለት ነው። ስለዚህ መራ ግብር ማለት የተወሰነ ጊዜ የተሰጧቸው በዛ በዛ የተወሰነ ሰው ተመድቦላቸው የሚካሄዱ ስርዓቶች ናቸው። መርሃ ግብር ብለን የምንለው ለምሳሌ ሰርግ ከአንድ ቤት ውስጥ ሰርግ በሚካሄድበት ጊዜ የተለያዩ መራ ግብሮች ይካሄዳሉ። ለምሳሌ አንድ ልጅ የሚዳር ከሆነ ወንድ ልጅ የሚዳር ከሆነ ከጧት እስከ ማታ ምን ምን መርሃ ግብሮች ይካሄዳሉ ብለን በምናይበት ጊዜ። ጠዋት ሚዜዎች ጎታ ቦታቸውን ይይዛሉ በሙሽራው ቤት ይገኛሉ። ከዛ የምሳ አጃቢዎችም እንደዚሁ ይገኛሉ ከዛ በኋላ የሙሽራ የማልበስ ስነ ስርዓት መራ ግብር ይኖራል። ሚዜዎች ሙሽራውን የማስዋብ የተለበሶችን የማልበስ ፕሮግራም ይካሄዳል። ከዛ የፎቶ የቤተሰብ ፎቶ ከሙሽራው ጋር እናት አባት እህት ወንድ ማክስ ታጎት እንደዚህ የመሳሰሉት የፎቶ መርሃ ግብር ይካሄዳል። ከፎቶ መርሃ ግብር በኋላ የምሳ ግብዣ ይኖራል። በተወሰነ መልኩም ቢሆን ምሳ ለሚዜዎች ለአጃቢዎች ለእንዲሁም ለሙሽራው የምሳ መራ ግብር አለ። በዚያም ምሳ መራ ምሳ ግብር ይደረጋል። ከዛ በኋላ ሙሽራው ወደ ሙሽሪት ቤት ጉዞ የማድረግ ለምሳሌ ከአምስት ሰዓት እስከ ስድስት ሰዓት ባለው ሙሽራው ወደ ሙሽር የት ጉዞ የሚያደርግበት ሰዓት ወይም መርሃ ግብር ይሆናል። ስለዚህ በሙሽራው በሚሄድበት ጊዜ በሚዜዎቹ በአጃቢዎቹ ታጅቦ በቤተሰቦቹ በትውልድሞቹ በዘመድ አዝማዱ ታጅቦ ወደ ሙሽሪት ቤት ይወጣል። ከቤት ይወጣል ማነው ሲወጣ በጣም እልልታ ጭፈራ ሁያ ሁዬ አለ ተጨፍሮ ይሄዳል ማለት ነው። ከዛ ከሙሽሪት ቤት ቆይታ ይኖራል በሙሽልት ቤት ደግሞ ከስድስት ሰዓት እስከ ሰባት ሰዓት ሊሆን ይችላል። ስለዚህ እዚያ ላይ የቀለበት ስነ ስርዓት ይኖራል በሃይማኖት አባቶች አማካኝነት የቀለበት ፕሮግራም ይኖራል። ከዛ በኋላ የምሳ የምሳ ፕሮግራም ይኖራል ስለዚህ የምሳ ይቀበዛሉ እዚያ ቦታ ላይ ምሳ ከበሉ በኋላ ሙሽራዋን ከሙሽራዋን ከሙሽራው ጋራ በማድረግ ወደ ሙሽራው ቤት የመውሰድ መርሃ ግብር አለ ማለት ነው። ስለዚህ ያ 30 ደቂቃ ሊወስድ ይችላል እንደየ እንደ ቦታ ወርቀት ማለት ነው። ስለዚህ ሚዜ አጃቢ በሙሉ ዘመድ አዝማድ ሆይ አለ ሙሽራዋን ወደ ሙሽራው ቤት ይወስዳሉ ያስገባሉ ከዛ ከሙሸራው ቤትም ከደረሱ በኋላ የተለያዩ ፕሮግራሞች ይካሄዳሉ የኬክ ቆረሳ ፕሮግራም ሊካሄድ ይችላል። የተለያዩ የስጦታ መራግሮች ሊካሄዱ ይችላሉ። እንደየሁኔታው እንደ ሰው እንዳለኝ እውነት ሚዜዎች አጫዎች እግድ ያወጣሉ ፕሮግራማ ያወጡና በዚህ በፕሮግራማቸው መሰረት በምራቅ ግብራቸው መሰረት ያከናውናሉ ማለት ነው።

ስልክ ማለት እንግዲህ ስልክ አንድ ሰው ስልክ ይኖረዋል። ስለዚህ ስልክ ማለት መረጃን በንግግር የሚገልጽበት ሰውየው ከተለያየ ቦታ ያሉ ሰዎች ዘመዶች ወንድማማቾች ሊሆኑ ይችላሉ ጓደኛሞች ሊሆኑ ይችላሉ። ስልክ በመደዋወል መገናኘት ይችላሉ። ልክ ቅርብ ለቅርብ እንዳሉ ቁጭ ብለው የሚገ ተገናኝተው የሚያወሩበት መሳሪያ ነው ማለት ነው። ስልክ ማለት ነው። ስለዚህ ስልክ በአሁኑ ሰዓት በጣም የተለያዩ ስራዎችን ጥቅሞችን ይዞ እየመጣ ነው። ለምሳሌ በስልካችን አማካኝነት መረጃ የመለዋወጥ የተለያዩ ማህበራዊ ሚዲያዎችን የመከታተል ፌስቡክ ቴሌግራም ኢንስታግራም ኢሜል ወይም ጂሜል የመሳሰሉትን ጎግል የመሳሰሉትን የምንከታተልበት በስልካችን አማካኝነት ነው። አሁን ስለዚህ ዋና አላማው መረጃን መለዋወጥ ነው። ከአንድ ሰው ወደ ሌላ ሰው ከተለያየ ቦታ ላይ ሆኖ። እኔ ለምሳሌ ጓደኛዬን የት ነህ ብዬ ማወቅ ከፈለኩኝ ያለቀ ያለበትን ቦታ ለማወቅ ስልክ ደጎለታለሁ። ምሳ ና እንብላ ናሻይ ልጋብዝህ ወይም ደግሞ ናእንደዚህ እናድርግ ለማለት ስልክ ደውዬ ያን የሚፈልገውን ሰው አገኛለሁ። ለምሳሌ እኔ አሁን ዩኒቨርሲቲ ውስጥ ነው ቁጭ ብዬ ያለው ዩኒቨርሲቲ ውስጥ ቁጭ ብዬ ነው ይሄንን ንግግር እያደረኩኝ ያለሁት። ከተወሰነ ደቂቃ በኋላ ወጣ ብዬ ሻይ ቡና ማለት እፈልጋለሁ። ስለዚህ ሻይ ቡና ማለት ስፈልግ ብቻዬን ብዙ ጊዜ ስለሚደብረኝ። ብራዘር አለ ከዚህ የሚማር ወንድም ማለት ነው ወንድሜ አለ። እዚህ ይማራል የራሱ የሆነ ስልክ አለው እደውልለት እና እዚህ ቦታ ና ሻይ እንጠጣ ወይ ቡናን እንጠጣ ብዬ እደውለታለሁ ማለት ነው። አሁን ከተወሰነች ሰዓት በኋላ ማለት ነው። ስለዚህ ስልክ ለእንደዚህ ለእንደዚህ ነገሮች በጣም ጠቃሚ ወይም ደግሞ ሌሎች መረጃዎችን የምንቀያየርበት ነው ማለት ነው። ስለዚህ ስልክ በጣኝ ወሳኝ የሆነ ነገር ነው። አሁን አሁን ለማንበቢያ ለመጽፍያነትም እንጠቀምበታለን መረጃ ለመቀያየር ኢሜላችንን ቸክ ለማድረግ በኢሜል መረጃ ይለዋወጣል። የሆነ ሰው ወደ እኔ ኢሜል ይልካል መረጃ ይልክልኛል ያን ኢሜል በስልኪ አማካኝነት መጠቀም አውርጄ ለአገልግሎት ማዋል እችላለሁ ማለት ነው። ከዚህ በተጨማሪም የተለያዩ የኦንላይን ስራዎችን እሰራበታለሁ በስልኬ አማካኝነት። የኦንላይን ስራዎች ለምሳሌ አሁን የእናንተን ስራ ሳይለንስዬን የምሰራው በእርግጥ አሁን በላፕቶፕ ነው የምሰራ ግን በስልክ የምሰራበት አጋጣሚም አለ። ወደ ቤት በሚሄድበት ሰዓት። ላፕቶፕ ለመጠቀም አመች በማይሆንበት ሰዓት ስልኬን እከፍትና ስራ የኦንላይን ስራዎችን ሰርቼ ተጨማሪ ገቢ የማገኝበት ይሆናል ማለት ነው። ስለዚህ ስልክ በጣም ብዙ ጥቅሞች ያሉት ነው። በአሁኑ ሰዓት በጣም የተለያዩ መረጃዎችን የሚይዝልን መረጃን በመያዝ በራሱ የሰው ስም የሰው ስልክ በመያዝ የምፈልገውን ሰው ለብዙ ጊዜ የረሳሁትን ሰው በማስታወስ በማገናኘት ስልክ በጣም ወሳኝ ነው ማለት ነው። ለምሳሌ ከአሜሪካ ሆኖ ኢትዮጵያ መገናኘት ይቻላል። በጣም ሩቅ የሆነ ቦታ ነው። ይህንን ሩቅ የሆነ ቦታ ግን በስልካችን አማካኝነት በተለያዩ አማራጮች በማህበረ ሚዲያ ሊሆን ይችላል። በቪዲዮ ኮል ሊሆን ይችላል በተለያዩ ነገሮች በጣም ነገሮችን ቀለል የሚያደርግልን ነው እንድንገናኝ የሚያደርግ ስለሆነ። ስልካችንን በጣም ወሳኝ የሆነ ነገር ነው። ከዚህ በተጨማሪ ደግሞ ስልካችን በተለይ ብቸኛ በምንሆንበት ጊዜ ብቻችንን በምንቀመጥ ጊዜ ሙዚቃ ለማዳመጥ ልንጠቀምበት እንችላለን። የተለያዩን ጌሞችን ልንጠቀምበት ጌም ለመጫወት ልንጠቀምበት እንችላለን። ከዚሁ በተጨማሪም ፊልም ፊልም የፊልም ስራዎች አሁን በስልክ ብዙ የፊልም ስራዎች እየተለቀቁ ስለሆነ ፊልም ልናይ እንችላለን ማለት ነው። ስለዚህ እንደመዝናኛም እንጠቀምበታለን የተለያዩ ስራዎችን ከመገናኘት በተጨማሪ። እኔ ከደበረኝ ደብሮኝ ከሆነ ሌላ በታ ከመሄድ ይልቅ። በስልኬ ፊልም ከፍቼ ሙዚቃ ከፍቼ። ወይም በመደወል ወይም ደግሞ ጌም የተለያዩ ጌም የጌም ጨዋታዎች አሉ እነዛን ጨዋታዎች በመጫወት ጊዜዬን ላሳልፍ እችላለሁ። ስራዬን ቀለል ላደርግ ይችላለሁ ማለት ነው። ስለዚህ በድሮ ጊዜ አንድ የማስታውሰው ምንድነው? ስልክ ብዙ ባልነበረበት ሰዓት እኔ የወጣዉት በገጠሩ የማህበረሰብ ክፍል ነው። ስለዚህ በዚህ ጊዜ ሰው በሚሞትበት ሰዓት ለማህበረሰብ ይነገራል እና። እከሌ ሙቶአል እና መጥታችሁ አቃብሩን ይባላል። ስለዚህ የገጠር ሰው ደግሞ የሚኖረው በጣም በተራራቀ በተበታተነ ሀኔታ ነው። እና ለዛ ሰው የሚነገረው ሰው ተልኮ ነው። ይሄ የሆነ ሰው ሄዶ ሄድና እከሌን ንገረው ተብሎ ነው። ከዛ በኋላ እንደዚያ ነው። እንትን እሚለው እና አሁን ግን በአጭር ጊዜ ውስጥ ተደውሎ በቃ አሁን እንደዚህ ስላረፈ። መጣችሁ አቃብሩ መጣችሁ እዩት ይባላል ማለት ነው። ስለዚህ እነ ስልክ እነ

ዲግሪ ይላል። እንግዲህ ዲግሪ ማለት ያው የትምህርት ደረጃን ለማመላከት የተቀመጠ እንትን ነው። ስለዚህ አንድ ሰው ዲግሪ አለው ማለት ሆኖም ያለ የተሻለ እውቀት አለው ተብሎ ነው የሚታሰበው ማለት ነው። ስለዚህ ለምሳሌ እኔ በሲቪል ኢንጂነሪንግ ዲግሪ አለኝ። ከዲግሪ ማለፌ ሁለተኛ ሶስተኛ ዲግሪ ይባላል። እኔ ሁለተኛ ዲግሪ አለኝ ማለት ነው። ወይም ደግሞ ማስተርስ ይባላል ሁለተኛ ዲግሪ። ኖርማል ዲግሪ ከሆነ ዲግሪ ይባላል ማለት ነው። ስለዚህ ቢኤስሲ ዲግሪ፣ ቢኤ ዲግሪ ይባላል ማለት ነው። ስለዚህ ዲግሪ አንድ ሰው ምን ያህል የትምህርት ደረጃ አለው ምን የትምህርት ደረጃው ምንድነው? ሲባል ዲግሪ ነው ይባላል፤ ማስተርስ ነው ይባላል ወይም ደግሞ ዶክተር ነው ይባላል። ስለዚህ የትምህርት ደረጃውን ለመግለጽ የምንጠቀምበት ነው ማለት ነው። ስለዚህ አንድ ሰው አንደኛ ክፍል ጀምሮ እንግዲህ አንደኛ ክፍል ሲገባ ማንበብ እና መጽሐፍ ይለማመዳል። ከዛ በኋላ የተለያዩ እውቀቶችን ከሁለተኛ ክፍል ከሶስተኛ ክፍል ከአራተኛ ክፍል እስከ አስራ ሁለተኛ ክፍል እውቀቶችን እያገኘ ይሄዳል ማለት ነው። የትምህርት ደረጃውን እያሳደገ ይሄዳል ማለት ነው። እየጨመረ ቢሄደ ቁጥር ስለዚህ ከአስራ ሁለተኛ ክፍል አስራ ሁለተኛ ክፍል ሲደርስ ያው የመግቢያ የአስራ ሁለተኛ ክፍል መግቢያ ፈተና የሚባል አለ። ያንን ተፈትኖ ወደ ዩኒቨርሲቲ የሚገባበት አጋጣሚ አለ። ዩኒቨርሲቲ ከገባ በኋላ መጨረሻ የዩኒቨርሲቲ ትምህርቱን ጨርሶ ሲወጣ የሚሰጠው ሰርተፊኬት ወይም ደግሞ ውጤት የምስክር ወረቀት ዲግሪ ይባላል። ዲግሪ የመጀመሪያ ዲግሪ አሟልቷል። ያንን መስፈርት ዲግሪ የሚባለውን መስፈርት ስላሟላ በዚህ ሙያ ዲግሪ አለው ተብሎ ይሰጠዋል ማለት ነው። ስለዚህ ይሄ ዲግሪ የሚለው ያው የትምህርት ደረጃ ነው። አንደኛ ክፍል ሁለተኛ ክፍል ሶስተኛ ክፍል አራተኛ ክፍል እያለ እስከ አስራ ሁለተኛ ክፍል ከዛም ዩኒቨርሲቲ ከዛ መጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ እያልን የተለያዩ የትምህርት ደረጃዎችን የምንገልጽበት ነው ማለት ነው። ያ ማለት ልክ ዲግሪያችን ባደገ ቁጥር የትምህርት ደረጃችን በጨመረው ቁጥር እውቀታችንም የሚኖረን በተወሰነ ሙያ ላይ የሚኖረን እውቀት እየጨመረ እየሰፋ ይሄዳል ማለት ነው። ለህብረተሰቡ የምንሰጠው አገልግሎትም በዚያ ልክ እየጨመረ ይሄዳል ማለት ነው። ለራሳችን የሚኖረን አስተሳሰብ እውቀት ለማግኘት ያለን ትጋት አስተሳሰባችን በሙሉ እየተቀየረ ይሄዳል ማለት ነው። ስለዚህ አንድ ሰው ዲግሪ ሲኖረው በተለይ በኢትዮጵያ በጣም ትልቅ ውጤት ነው ተብሎ ነው የሚታሰበው። ትልቅ ሰክሰስ ተደርጎ ነው የሚወሰደው። ምክንያቱም ኢትዮጵያ አብዛኛው የማህበረሰብ ክፍል ገበሬ ነው። በግብርና ስራ ነው። ያልተማረ ነው ማክሲመም ግፋ ቢል እንኳን ማንበብና መጻፍ ቢችል ነው እንጂ ከዚያ በላይ የተሻለ እውቀት የሌለው ነው። አሁን ግን በዛ ማህበረሰብ ውስጥ ግን ዲግሪ አለህ ማለት አንተ የተሻለ አስተሳሰብ የተሻለ አለህ ተብሎ ነው የሚታሰበው። በህብረተሰቡ ዘንድም የሚኖርህ አቀባበል በጣም ከፍተኛ ነው የሚሆነው ማለት ነው። ምክንያቱም በአስተሳሰብም አንተ ያልኸው የመሆን ድሉ በጣም ከፍተኛ ነው። በርግጥ አንተም በልምድ የምናገኘው ነገር ቢኖርም በትምህርት በልምድ የሚገኙ ነገሮች ቢኖሩም ማህበረሰቡም እውቀት የለውም ማለት አይደለም። እንደዚህ እንትን ስል ግን ያው በልምድና በትምህርት ደግሞ ሲታገዝ ማህበረሰቡ በልምድ ነው። ደግሞ አንድ የተማረ ዲግሪ ያለው ሰው ደግሞ ልምዱ አለ ፕላስ ትምህርቱ ደግሞ ሳይንሱ አለ። ሁለቱን በሚያጣምርበት ጊዜ የተሻለ ውጤት የተሻለ አስተሳሰብ ይኖረዋል ማለት ነው። ስለዚህ ዲግሪ ያላቸው ሰዎች በእኛ ማህበረሰብ ውስጥ በጣም ትልቅ ተቀባይነት ያላቸው በአብዛኛውም በመሪነት ደረጃ የሚቀመጡ ሰዎች ናቸው ማለት ነው። እንግዲህ የክፍሎት ደረጃቸው ቢለያይም ብዙ ሰዎች ዲግሪ ካላቸው ወደ መሪነት የመሄድ እድላቸው በጣም ሰፋ ያለ ነው። ወደ በተለይ በፖለቲካው አለም የተሻለ ዲግሪ ያላቸው ሰዎች ወደዛ የመሄድ እድሉ ከፍተኛ ነው ማለት ነው። ስለዚህ እነዚህ ዲግሪ ያላቸው ሰዎች ብዙ ጊዜ የማማከር ስራ ነው የሚሰሩት። በጣም ያማክራሉ ህብረተሰቡን ምን ችግር አለ? ምንድን እንትን አለ? ስለዚህ ለዚያ ለተፈጠረው ችግር ደግሞ ምን አይነት መፍትሄ ብናደርግለት የተሻለ ነው? የሚለውን ከህብረተሰቡ ጋር በመነጋገር መጽሐፍትን በማንበብ የተሻሉ ሰዎችን በመጠየቅ ሊሆን ይችላል ለማህበረሰቡ የተሻለ አገልግሎት እንዲያገኙ ይጥራሉ ማለት ነው። ስለዚህ እነዚህ ዲግሪ ያላቸው ሰዎች በብዙ ነገር የተሻሉ ሰዎች ተደርጎ ነው የሚወሰዱት በአስተሳሰብ ኢኮኖሚ ጥሩ ነገር አላቸው ተብሎ ይጠበቃል ማለት ነው።

ሳምንት ይላል እንግዲህ ሳምንት ማለት ያው ጊዜን ለመለካት የምንጠቀምበት መንገድ ነው እንግዲህ ቀን አለ ሳምንት ወር አመት እያልን እንሄዳለን ማለት ነው። ስለዚህ አንድ ሳምንት ማለት ሰባት ቀኖችን የያዘ ነው። በሳምንት ውስጥ ሰባት ቀኖች ሰኞ ማክሰኞ እሮብ ሀሙስ አረብ ቅዳሜ እሁድ ድረስ አንድ ሳምንት ይባላል ማለት ነው። ስለዚህ የሳምንት በሳምንት ውስጥ የሚሰሩ የተለያዩ ስራዎች ይኖራሉ። ስለዚህ እነዚህ ስራዎች ከሰኞ ጀምሮ ሰኞ ማክሰኞ እሮብ ሀሙስ የተለያዩ ስራዎችን በማከናወን እቅዶችን በማውጣት እናሳልፈዋለን ማለት ነው። ስለዚህ ሳምንት ያው ጊዜን ለመለካት ነው ብያችኋለሁ ሰባት ቀኖችን ወክሎ የሚቀመጥ ነገር ነው። ስለዚህ በሳምንት ውስጥ እነዚህ የስራ ቀናቶች አምስት የስራ ቀናቶች አሉ። ከሰኞ እስከ አርባ ማለት ነው ሰኞ ማክሰኞ እሮብ ሀሙስ አርብ የስራ ቀናቶች ይባላሉ ቅዳሜና እሁድ የእረፍት ቀናቶች ናቸው። ማለት የእረፍት ቀናቶች ሲባል ያው መደበኛ ስራ አይኖርም የመንግስት ስራ አይኖርም። ስራ ይሰራል አንዳንድ ስራዎች ይሰራሉ በተለይ ቅዳሜ ይሰራል እሁድም ያው የሚሰሩ ስራዎች ይሰራሉ ከቤተክርስቲያን መልስ ማለት ነው። ስለዚህ እነዚህ ነገሮችን የያዘ ነው ማለት ነው። ሳምንት ስለዚህ ሳምንት በጣም ወሳኝ የሆነ ነገር ነው በአመት እንግዲህ በወር አራት ሳምንቶች ይኖራሉ። በአንድ ወር ውስጥ አራት ሳምንቶች በአንድ አመት ውስጥ ወደ ሃምሳ ሁለት ሃምሳ ሁለት ሳምንቶች መሰሉኝ እርግጠኛ አይደለሁም ሃምሳ ሁለት ሳምንቶች አካባቢ። ይኖራሉ በአመት ማብዛት ይቻላል በእርግጥ በአመት አስራ ሁለት ወር አለ አስራ ሁለት ወር በወር ደግሞ አራት ሳምንት አለ። ስለዚህ አራት ስባዛ በአስራ ሁለት ወደ አርባ ስምንት ስለዚህ አርባ ስምንት ትክልል ነው ሃምሳ ሁለት ሳምንቶች ነው። ያሉት በአመት ምክንያቱም አንድ ወር ማለት ሰላሳ ቀን ነው። ሰላሳ ቀን ማለት ሳምንት ማለት ደግሞ ሰባት ነው ስለዚህ በወር ውስጥ አራት ሳምንቶች አለ ስንል ሃያ ስምንት ቀን ወስደን ነው። ስለዚህ ሁለት ሁለት ቀኖች አሉ በየወሩ የሚተርፉ ሁለት ቀኖች ሁለት ቀኖች አሉ እነዚያ ተደማምሮ ደግሞ ሌላ ተጨማሪ ሳምንታትን ይፈጥራሉ አራት ሳምንታትን ይፈጥራሉ ማለት ነው። ስለዚህ እነዚህ በአጠቃላይ በአንድ አመት ውስጥ ሃምሳ ሁለት ሳምንታት ይኖራሉ ማለት ነው። ስለዚህ እነዚህ ሳምንታት በሳምንት ውስጥ በጣም ብዙ ሰዎች የአጭር ጊዜ እቅድ ሲያቅዱ በሳምንት ውስጥ ነው አጭሩ እቅድ ማነው? ስለዚህ በሳምንት ውስጥ የቀን እቅድ አለ በርግጥ በየቀኑ የምንሰራቸው ስራዎች ናቸው ወደ ሳምንት የሚቀየሩት ስለዚህ። በቀን ያቀድነው እቅድ በቀን ለምሳሌ ሰኞ እነዚህ እነዚህን ስራዎች እሰራለሁ ማክሰኞ እንደዚህ አደርጋለሁ እሮብ እንደዚህ አደርጋለሁ ብለን ልክ የሳምንቱን እቅድ እናቅዳለን ማለት ነው። ስለዚህ ይሄን ያቀድነውን ሳምንታዊ እቅድ ገምግመን ደግሞ ለሚቀጥለው ሳምንት አሁንም የተሻለ እቅድ እናወጣለን ማለት ነው። ስለዚህ እነዚህን እቅዶች በማከናወን እየሰበሰበ ነው የተለያዩ ግምገማዎችን እያካሄድን በአመት ምን ያህል ስራዎችን ምን ያህል አመታዊ እቅድ? አንደኛ የቀን እቅድ አለ የቀን እቅዶች የቀን ስራዎች ተደማምሮ ሳምንታዊ የሳምንቱ የወር ወረሃዊ ወርሃዊ ደግሞ ተደማምሮ አመታዊ እቅድ አመታዊ ስኬታችን ያመጡልናል ማለት ነው። ስለዚህ እነዚህን ስኬቶች ለማቀድ ግን ከቀን ከሰአቷ ጀምሬ ከአሁኗ ሰዓት ጀምር ምን መስራት አለብኝ ምን ማቀድ አለብኝ ምን አዲስ ነገር መፍጠር አለብኝ የሚለውን በደንብ ማየት እና ትኩረት ሰጥቶ መሰራት ያለበት ጉዳይ ነው። ምክንያቱም የየእለቱ ስራ በየእለቱ ካልተከናወነ ልክ ተደምሮ ተደምሮ መጨረሻ ላይ ምንም አይነት ስራ ሳይሰራ ወሩ ያልፋል ከወርም አልፎ አመቶች ይተካሉ ስለዚህ በየአመቱ እቅድ ይታቀዳል ግን ብዙ ሰው አይታገብረውም ያ ደግሞ ስህተት ነው ማለት ነው። ስለዚህ ምንድነው? ማድረግ ያለበት በየቀኑ በየሰዓቷ የሚሰራትን ስራ ፕሮግራም አውጥቶ እቅድ አውጥቶ መስራት አለበት በግሩፕም ከሆነ መጠየቅ ያለበትንም ነገር መጠየቅ ካለበት የማያውቀው ነገርም ካለ እየጠየቀ በመረዳዳት ስራዎችን መስራት አለበት ማለት ነው። ከዛ ውጪ ግን ምንም አይነት ውጤታማ ስራ መስራት አይቻልም። እንኳን ራስን ለመደጎም ይልቅና ቤተሰብ ለማገዝም ለማለት የግድ ጠንክሮ መስራት ያስፈልጋል ማለት ነው። ስለዚህ በሳምንት ውስጥ ያው ሰባት ቀኖች አሉ እነዚህን ቀኖች ከፋፍለን በቀን በሰአት በደቂቃ በሰከንድ ከፋፍለን የሚፈለገውን ውጤት ማምጣት መቻል አለብን ማለት ነው።

መናፈሻ ይላል እንግዲህ መናፈሻ ማለት ያው ሰው የተለያዩ ስራዎችን ይሰራል የተለያዩ መደበኛ የሆኑ ስራዎችን ሲሰራ ውሎ አእምሮውን ዘና የሚያደርግበት ቦታ ማለት ነው ለመዝናኛ የምንጠቀምበት ቦታ ነው የምናፈሻ ብለን የምንጠራው ማለት ነው። ስለዚህ አንድ ሰው ስራን ሲሰራ ከዋለ ከከረመ መናፈሻ ያስፈልገዋል መዝናኛ ቦታ ያስፈልገዋል ማለት ነው። ስለዚህ ለምሳሌ አንድ ቤተሰብ የሆነ መናፈሻ ካለ የዚያ ከተማ ላይ ወደዛ መናፈሻ ቤተሰቡን ወስዶ ሊዝናኑ ይችላሉ ልጆቹን እህት ወንድም ካለ የዛ የቤተሰብ አባላት በሙሉ ሄደው እዛ መናፈሻ ላይ የሚፈልጉትን ደስ የሚል ጊዜ መጫወቻ ቦታዎች ሊኖሩ ይችላሉ ለህፃናት ለትልልቆች ደግሞ የተለያዩ የምግብ አይነቶች የመጠጥ አይነቶች ሊኖሩ ይችላሉ ስለዚህ የዚያ ቦታ ላይ ሄዶ መዝናናት መናፈስ በቃ የተለያዩ ስራዎችን ደስ የሚሉ ስራዎችን ማከናወን ይችላል ማለት ነው። ለምሳሌ እኔ በፊት ከጓደኞቼ ጋር አንድ ላይ በመሆን የምናፈሻ እንሄድ ነበር። እና የምናፈሻ አለ ጫካ የሆነ ጫካ አለ እዚያ ጫካ ነው የሄድነው። መስክ ደስ የሚል መስክ ነው ብዙ ሰው ከከተማው ወጣ ብሎ የሚገኝ ስለሆነ የከተማው ሰው በሰርግም በምንም እዚያ ቦታ እየሄደ ይዝናናል ማለት ነው። አንድ ላይ በቡድን በቡድን እየሆነ ማለት ነው ስለዚህ እኔም አንዴ ከጓደኞቼ ጋር እዚያ የመሄድ እድሉ አጋጥሞኝ ነበረ። ሂጄ የተወሰነ የተወሰነ ገንዘብ አዋተን ከዛ መናፈሻ ቦታ ላይ ምንድነው? ያደረግነው በግ ገዛን በግ ይዘናል። ቢራ ይዘናል ከዛ በጉን ለመጥበስ የሚያስፈልጉ ቁሳቁሶች ይዘናል እነዚህን ቁሳቁሶች ይዘን በመኪና ጭነን ሄድነህ ከዛ ቦታ ላይ በጋችን አረድን የተለያዩ የፎቶግራፍ ፕሮግራሞች ነበሩ። የትውውቅ ፕሮግራሞች ባልና ሚስቶች ወጥቶ መድረክ ላይ የተለያዩ ንግግሮችን የማድረግ ጨዋታ የማጫወት ነገሮች ነበሩና በጣም ደስ የሚል ፎቶዎች ራሱ ነበሩኝ ለማስታወሻነት የተጠቀሟቸው። ቢራ እየጠጣን ምን እያልን ከዋልን በኋላ ልክ ከጨረስነው በኋላ መስክ ነው ያ መስክ በጣም ደስ የሚል ስለሆነ ኳስ ነበረ። በቡድን በቡድን ተከፋፍለን አሁንም ኳስ የመጫወት መራ ግብር አካሂደናል ማለት ነው። ስለዚህ እዚያ ቦታ ላይ በጣም ደስ የሚል በጣም ጥሩ ጥሩ ትዝታዎችን ያሳለፍንበት አእምሮአችንን ዘና ያደረግንበት በስራ የደከመ አእምሮአችንን ዘና ያደረግንበት ጓደኛ ለጓደኛ በደንብ የተዋወቅንበት ወቅት ስለሆነ በጣም ደስ የሚል ጊዜ ያሳለፉበት ነው ያ ምን መናፈሻ ማለት ነው። ከዚህ በተጨማሪም በአንድ የሰርግ ፕሮግራም ላይ ተገኝቼ በዚያ ሰርግ ፕሮግራም ወደምናፍሻ የሄደንበት እንትን ነበረ ፕሮግራም ነበረ። እና ልክ ልጅቷ አጋጣሚ ራቅ ያለ ቦታ ስለሆነ ያለች የቤተሰቦቿ የነበሩ በቤተሰቦቿ በኩል የተደገሰ ድግስ አልነበረም። እና እሷን ከሆቴል አወጣን ወደ እንጂባራ ከተማ ወስደን እነዛ የሆነች ሀይቅ አለች። የሀይቋስም በአጋጣሚ አሁን ጠፍቶብኛል ስሟ ግን እዛች ሀይቅ ሄደን ዘንገና ሀይቅ አስታውስዋት ዘንገና ሀይቅ ሄደን የዘንገዳ ሀይቅን ከዛ በፊት አቃት ነበረ። ግን በአፈ ታሪክ ወይም ደግሞ በወሬ አለ ስትባል ሰማ ነበረ። ግን እዛ በዚያን ጊዜ በዚያ ፕሮግራም በዚያ ሰርግ ፕሮግራም ግን ሄጄ በአካል ተገኝቼ ሀይቋን ያየሁበት የተለያዩ ፎቶዎችን ከጓደኞቼ ከወንድሞቼ ጋር ፎቶ የተነሳሁበት እና በጣም ዘና ያልኩበት ጊዜ ስለሆነ። ያንን ጊዜም በጣም አስታውሰዋለሁ። ማለነው ስለዚህ ሰዎች ብዙ ጊዜ መናፈሻ ይሄዳሉ ልጆቻቸውን ምናፍሻ ይወስዷቸዋል መጫወቻ ቦታ ተፈጥሮአዊ የሆኑ ነገሮች በተለይ እኔ በጣም ያስደስቱኛል። ተፈጥሮአዊ የሆኑ መናፈሻ ቦታዎች በጣም ትልቅ የሆነ እርካታን የሚሰጡ ስለሆኑ በጣም የምወዳቸው ናቸው። ሰውም ብዙ ጊዜ ቢጠቀማቸው ልምዱ ቢያደርጋቸው ባህሉ ቢያደርጋቸው ይጠቀማል ብዬ አስባለሁ። ምክንያቱም እዚያ ቦታ ላይ ብዙ ጥቅሞች አሉ። ግላዊ ግላዊ ጥቅሞች የሆነ የከፋኝ ነገር ሊኖር ይችላል በተለይ አሁን ሰው ብቻውን ሲኖር ሊደብረው ይችላል ሊከፋው ይችላል። ስለዚህ ከሆነ ከጓደኛው ጋር ከወንድ ጓደኛ ጋር ሊሆን ይችላል። ከሴት ጓደኛው ጋር ሊሆን ይችላል። ከዛ ጋር ሄዶ የተለያዩ ነገሮችን ቢወያይ ሀሳብ ቢቀያየር ቢዝናና ቢጫወት በቃ አእምሮውን ዘና አድርጎ ወደ ቤቱ መመለስ ይችላል ማለት ነው። ስለዚህ መዝናናት ለሰው ልጅ በጣም ጥሩ ነገር ነው። አእምሮ እንዲታደስ የሚያደርግ ይመስለኛል። እኔ በበኩሌ ጥሩ የሆነ አስተሳሰብ እንዲህ እንዲኖረው ስለሚያደርግ ሰዎች ብዙ ጊዜ ምናፈሻን ቢጠቀሙ ጥሩ ነው ብዬ አስባለሁ።

አሳ ይላል እንግዲህ አሳን መብላት በብላት ይላል ያገሬ ሰው ምንድነው አሳ ማለት በውሃ ውስጥ የሚኖር እንስሳ ነው። ግን በጣም ለሰው ልጅ ለምግብነት የሚጠቅም ጣፋጭ የሆነ ምግብ። ጥሩ የሆነ ፕሮቲን ያለው በጣም በሰዎች ዘንድ ተፈላጊ የሆነ የስጋ ውጤት ያለው ስለሆነ አሳ በጣም የሚወደድ የምግብ አይነት ነው። ሰዎች ብዙ ጊዜ ሀይቅ አካባቢ አሳን ያመርታሉ ያው ሀይቅ አካባቢ ባህር ወንዞች አካባቢ። በብዛት ይገኛሉ ስለዚህ ሰዎች የተለያዩ ዘዴዎችን በመጠቀም አሳዎችን ያጠምዳሉ አሳ ማጥመድ ይባላል። በመረብ በቃጥል በተለያዩ ዘዴዎች ሰዎች አሳን ከምን ይወጣሉ ከባህር ያወጡታል ማለት ነው ከነበረበት ከመኖሪያ ቦታው ከሀይቁ ያወጡታል። ስለዚህ ይህንን እንትን በተለያየ የምግብ አይነት በማዘጋጀት በጥብስ መልክ ሊሆን ይችላል። በተለያየ አይነት ከሌላ ምግብ ጋር በመቀላቀል ሊሆን ይችላል በጣም ጣፋጭ የሆኑ ያሳ ምግቦች ይሰራሉ ማለት ነው። ስለዚህ አሳ በጣም ተወዳጅ በተለይ አሁን ውስጥ ሀይቆች አሉ አልፎ አልፎ ሀዋሳ ሀይቅ አለ ፍቅር ሀይቅ የሚባለው ባህር ዳር ጣና ሀይቅ አለ በጣም በኢትዮጵያ ትልቁ ሀይቅ ማለት ነው። ስለዚህ እነዚህ ቦታዎች ላይ በተለይ በማያድግበት ሰዓት ትዝ የሚለኝ ምንድነው አሳ ነው። እኔ የተማርኩት ደግሞ ሀዋሳ ዩኒቨርሲቲ ነው ሀዋሳ ከተማ ነው የተማርኩት። እዚያ በምማርበት ጊዜ ያው አሳን የመጠቀም እድሉ አግኝቻለሁ። ስለዚህ አሳ በስርዓት ተዘጋጅቶ የተለያዩ ምግቦች አሉ ስለዚህ ይሸጥ ነበረ በዛን ተማሪ በነበርኩበት ሰዓት የመጀመሪያ ዲግሪዬን ስማር ማለት ነው። ስለዚህ እዚያ ላይ መርጠን ነው የተለያዩ አምራቾች አሉ እነዚህ አምራቾች በፈሳሽ መልክ የሚሸጥ አለ። ምንድነው የሚባለው ይሄ ልካ አሳው ሲቀቀል የሚወጣው እንትን ማለት ነው። የሰዎች ወይም ደግሞ ሌሎች ነገሮች እንትን ብሎ የሚዘጋጅ ምግብ አለ ያ በጣም ለሰውነትም በጣም ወሳኝ የሆነ እኔ በበኩሌ በጣም የሚመቸኝ የምግብ አይነት ነው። ከዛ ውጪ ግን አሳዋ ትሸጣለች እንደ አቅሟ ማለት ነው። እንደ ዋጋዋ ሻጭና ገዢ በተስማማበት ይሸጣል ማለት ነው። ያ ሁሌ እሁድ እሁድ ብር ካለ ገንዘብ ካለ ቤተሰቦችን ከሁሌ ከሆነ በመሄድ ይህንን የአሳ አገልግሎት አገኝ ነበረ ማለት ነው። ስለዚህ በአንደኛ አሳ ለአእምሮም በጣም ለአእምሮ እድገት ለአእምሮ አስተሳሰብ ንቁ ያደርጋል ቀልጣፋ ያደርጋል። ስለዚህ አሳን ብዙ ጊዜ መጠቀም ደስ ይለኛል ከዚህ በተጨማሪ የትውልድ ቦታዬ ወደ ባህርዳር ጠጋ ያለ ስለሆነ። ስለዚህ እነዚህ ቦታዎች ላይ በተለይ በማያድግበት ሰዓት ትዝ የሚለኝ ምንድነው አሳ ነው። እንዴ የተዋማርኩት ደግሞ ሀዋሳ ዩኒቨርሲቲ ነው አዋሳ ከተማ ነው የተማሩኝ አሳን ይገዛል በቤተሰብ በጓደኛ በምን በቡድን እየሆነ እየሄደ እዚያ ቦታ ላይ አሳን እንደ ምግብነት ይጠቀማል ማለት ነው። ስለዚህ አሳ በጣም በሰፊው መመረጥ ከተቻለ በጣም በምግብነቱ በሚይዛቸው በምግብ በጣም ወደር የሌለው ምግብ ነው። ለምሳሌ አሁን ኢትዮጵያ ውስጥ አሁን የተገነባው የህዳሴ ግድብ በጣም ሰፊ ነው ሰፊ የሆነ ሀይቅ ተፈጥሯል። ግድቡ ማለት ነው ስለዚህ እዚህ ሀይቅ ላይ አሁን አሳ በብዛት ይመረታል ተብሎ ይገመታል። ማለት ግምት ብቻ ሳይሆን አሁን ወደ ስራም ተገብቷል ምርት እየተመረተ ለአካባቢው ህብረተሰብ ጥቅም ላይ ይውላል። ልክ ከአካባቢው ህብረተሰብ ሰፋ ሲል ወደ ሀገር አቀፍ ደረጃ ሲመጣ እኛም ተጠቃሚ የምንሆንበት እድል ይኖራል። ከዚህም በተጨማሪ ወደ ውጭ ተልእኮ የገቢ ማስገኛ ዘዴ ሊሆን ይችላል ዶላር ልናገኝበት እንችላለን ማለት ነው። በዚህ በአሳ አሳን ወደ ውጭ በመላክ ማለት ነው። ስለዚህ ምርቱ አሁን ኢትዮጵያ ላይ አሳ የመገኘት እድሉ በጣም ሰፊ ነው። ምክንያቱም ትልልቅ ወንዞች አሉ ሀይቆች አሉ ባህሮች አሉ ስለዚህ እነዚያ ባህሮች ደግሞ ለእነዚህ አሳዎች መራቢያ በጣም ምቹ እየሆኑ ነው። የሆኑ ናቸው ስለዚህ እዚያ ላይ እናመርታለን እናረባለን በአግባቡ ከተጠቀምንበት። በጣም ጥሩ የሆነ ምርት ማግኘት እንችላለን ህብረተሰባችንንም የአሳ የአሳ ምርት ተጠቃሚ ማድረግ እንችላለን ማለት ነው። ስለዚህ በጣም እኔ በጣም የምወደው በተለይ ወደ ሀዋሳና ወደ ባህርዳር በሚሄድበት ጊዜ ሌላ ነገር ምንም ሳልመኝ እነዚህን ነገሮች ለመመገብ ወደ እዛ ቦታ የማመራበት አጋጣሚ አለ ማለት ነው

ስንት ነው ይላል እንግዲህ ስንት ነው ማለት ዋጋም ሊሆን ይችላል ቁጥርን ነው የሚያመለክተው ስለዚህ በቁጥር ያ ነገር ስንት ነው በፍሬ ሊሆን ይችላል በጅምላ ሊሆን ይችላል። ሰዎች እቃን በሚሸጡበት በሚገዙበት ጊዜ ስንት ነው ይላሉ ለምሳሌ አሁን ልብስ ለመግዛት ወደ ሱቅ ቢሄድ ያ ልብስ የፈረ የመረጥኩት ጃኬት ስንት ነው ብዬ ሻጩን እጠይቀዋለሁ ማለት ነው። ስለዚህ እሱ አራት መቶ ብር ነው አምስት መቶ ብር ነው አንድ ሺህ ብር ነው እያለ ይመልስልኛል ማለት ነው። ስለዚህ ስንት ነው የሚለው ቁጥርን ያመነክታል ወይም የብር መጠን ሊሆን ይችላል ቁጥርን ሊሆን ይችላል ብዛት ነው የሚያመነክተው ለምሳሌ። በሬ አንድ ገበሬ ወደ ገበያ ይዞ ቢሄድ በሬውን ለመሸጥ ማለት ነው። ገዢው ምንድነው የሚለው የመጀመሪያው ጥያቄ ይሄ በሬ ስንት ነው? ዋጋው ስንት ነው ይለዋል ማለት ነው። ስለዚህ አስር ሺህ ብር ነው አምስት ሺህ ብር ነው ወይም ደግሞ ሃያ ሺህ ብር ነው እያለ ይናገራል ማለት ነው ሰውየው ስለዚህ። በዚህ አግባብ እየተነጋገሩ የሚስማሙ ከሆነ ይሻሻጣሉ። የማይስማሙ ከሆነ ቀንስ አትቀንስ ተባብለው ተከራክረው የሚለያዩበት አጋጣሚ ያለ ማለት ነው። ስለዚህ ነው ስንል ስንት ነው በፍሬ ደረጃ ለምሳሌ ስንት ነው? ስንት መምህር አለ ስንት? ተማሪ አለ። ስለዚህ የተማሪ የመምህር የመምህር ተማሪ ጥምርታው ስንት ነው ይባላል ሬሾዎ ስንት ነው? ተብሎ ትምህርት ቤት አለ ለምሳሌ ስለዚህ ትምህርት ቤቶች ብዛት በኢትዮጵያ ውስጥ ያሉ ትምህርት ቤቶች። የህዝቡ ብዛት አለ የተማሪው ብዛት አለ የመምህሩ ብዛት አለ። በኢትዮጵያ ውስጥ ያሉ የህዝብ ብዛት አለ አጠቃላይ የታካሚ ብዛት አለ የዶክተሮች ብዛት አለ። ስለዚህ ንጽጽራቸው ስንት ነው ይባላል ብዙ ጊዜ ማለት ነው። ስለዚህ ስንት ነው ማለት በተለያየ መንገድ ሊገለጥ ይችላል። ስለዚህ ስንት ነው ለምሳሌ እኔ የሆነን ሰው ብር አበድረኝ ብዬ ብጠይቀው። ስንት ነው ስንት ብር ላበድርህ ብሎ ይጠይቅ ይመልስልኛል ማለት ነው። ስለዚህ ወይ መቶ ብር ወይ ሁለት መቶ ብር ወይ አንድ ሺህ ሁለት ሺህ ብዬ እንትን እላለሁ ማለት ነው። ስለዚህ ስንት ነው የሚለው በዚህ መልኩ ልገለጥ ይችላል ማለት ነው።

ቤተክርስቲያን ማለት እንግዲህ ያው ቤተክርስቲያን የተለያዩ የእምነት እምነቶች የሚካሄዱበት ቦታ ማለት ነው ስለዚህ የተለያየ እምነት ያላቸው ሰዎች የራሳቸው የሆነ ቤተክርስቲያን አላቸው። በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘንድ ቤተክርስቲያኑ በጣም ትልቅ ቦታ ያላት የእግዚአብሔር የህግ ጽላት ያለባት የተለያዩ ሃይማኖታዊ ክንዋኔዎች የሚከናወኑበት ቦታ ስለሆነ። በጣም በህብረተሰቡ ዘንድ ጠቃሚ ወይም ደግሞ ተወዳጅነት ያለው መርሃ ግብሮች የሚካሄዱበት ስለሆነ አስፈላጊ የሆነ ቦታ ነው ማለት ነው። ስለዚህ አንድ ሰው ያለ እምነት ምንም አይደለም ይላል እና እምነት ሲኖረው ነው ሰው ስራውን በአግባቡ ሊያከናውን የሚችለው ማለት ነው። ስለዚህ ቤተክርስቲያን ማለት ደግሞ ፈጣሪ የፈጠረውን የፈጠረውን በየእምነቱ ማለት ነው። ለምሳሌ የኦርቶዶክስ እምነት ተከታይ አለ የእስልምና እምነት ተከታይ አለ እና ሌሎች እምነቶችም አሉ። ስለዚህ እነዚህ እምነቶች አምልኳቸውን የሚያካሂዱት ወይም በቤተክርስቲያን ነው ወይም ደግሞ በመስጊድ ነው ማለት ነው። ስለዚህ በቤተክርስቲያን ውስጥ የተለያዩ ተግባራት ሃይማኖታዊ ተግባራት ይካሄዳሉ በየቀኑ የተለያዩ ቅዳሴዎች ይካሄዳሉ ቅዳሴ አለ። የሃይማኖት ትምህርት አለ መዝሙር ይዘመርበታል። ትምህርት ትምህርቶች ይካሄዱበታል የተለያዩ ሃይማኖታዊ ትምህርቶች ስለዚህ እነዚህን ትምህርቶች ህብረተሰቡ ቁጭ ብሎ ከአባቶች እግር ስር ቁጭ ብሎ ይወስዳል ማለት ነው ይከታተላል ማለት ነው። ምክንያቱም በቤተክርስቲያን የሚመጡ ትምህርቶች መሰረት ናቸው የህይወት መሰረት ናቸው። ማንም ሰው ትምህርት ቢማር ዋናው መሰረቱ ቤተክርስቲያን ነው። እምነት እምነት ጋር ዙሪያ ስለሆነ ምንም አይነት ጥያቄ አይኖረውም ለዚያ ለጥያቄም ጥያቄ ቢኖረው እንኳን ተገቢውን ምላሽ በስርዓት ያገኛል ማለት ነው። ስለዚህ ቤተክርስቲያን በጣም የምትወደድ በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ጠቃሚ የሆነች በኢትዮጵያ አብዛኛውም ብዛት ያለው የእምነት ተከታይ ያላት ስለሆነች በጣም ትልቅ ተጽዕኖ ፈጣሪ የምትፈጥርበት የምትፈጥር ናት። በተለይ ወጣቱን ምእመኑን በአጠቃላይ ህዝቡን ጥሩ ስነ ምግባር እንዲኖረው ጥሩ አመለካከት እንዲኖረው ታላላቆችን እንዲያከብር ሃይማኖቱን እንዲያከብር ወላጆችን እንዲያከብር እናት አባቱን መሪዎችን እንዲያከብር ስራዎችን በስርዓት እንዲሰራ በጣም ጠቃሚ የሆነ ቦታ ነው ማለት ነው። ስለዚህ እዚያ ቤተክርስቲያን ላይ በጣም ብዙ ብዙ እኔ መዘርዘር የማልችላቸው ስራዎች የሚከናወኑበት ነው። ስለዚህ እዚያ ቦታ ላይ የራሱ የሆነ ህግና ደንብ አለው ሃይማኖት ወይም ቤተክርስቲያኗ የምትከተላቸው ስርዓቶች አሉ። ስለዚህ ቤተክርስቲያን ውስጥ ስንገባ ሴቶች አለባበሳቸውን ማስተካከል አለባቸው ቀሚስ ነው መልበስ ያለባቸው ሱሪ ሱሪ እንደ ወንድ ለብሶ ወደ ቤተክርስቲያን መግባት የለባቸውም። ፀጉራቸውን መሸፈን አለባቸው በሆነ በልብስ በነጠላ ሃይማኖታዊ ባህላዊ የሆኑ ነገሮች የሀበሻ ቀሚስ ብዙ ጊዜ የተለመደው ቤተክርስቲያን ሲኬድ የሚለበስ ልብስ ነው ንጽህናቸውን መጠበቅ አለባቸው። የተለያዩ ጉድፍ ካለባቸው ወደ ቤተክርስቲያን ብዙ ጊዜ እንዲገቡ አይፈቀድም በግቢው አጥር ጊቢ ጸሎት እንኳን ቢኖራቸው እዚያ ጋር እንትን ብለው አድርሰው መምጣት አለባቸው እንጂ ቤተክርስቲያን ውስጥ መግባት የለባቸውም። ወንዶችም እንደዚሁ የራሱ የሆነ ህግ አለባበስ አለው ስለዚህ ያንን አለባበስ በስርዓት ማክበር አለበት ማለት ነው። ስለዚህ እዚያ ቤተክርስቲያን ላይ የተለያዩ ስራዎች የሚከናውኑበት የእግዚአብሔር ለእግዚአብሔር ምስጋና የሚቀርብበት። የተለያዩ ስጦታዎች የሚሰጡበት ለቤተክርስትያን ማሰሪያ ለተለያዩ ነገሮች ማስፋፊያ የሚሰሩበት። አባታዊ ምክሮች የሚካሄዱበት ለምሳሌ አንድ ሰው በኦርቶዶክስ እምነት ተከታይ አንድ አባት ይኖረዋል ያ ማለት የንስሃ አባት ይባላል። ሀጥያት በሚሰራበት ጊዜ ወይም ደግሞ የሆነ ጸሎት ማድረግ ሲፈልግ ለንስሐ አባቱ ሄዶ አባ ጸሎት አድርጉልኝ እንደዚህ እንደዚህ ሰርቻለሁ እንደዚህ አድርጌያለሁ እንደዚህ ሆኖብኛል ብሎ የተለያዩ ምክሮችን የሚያገኝበት ስለሆነ። በጣም በጣም ወሳኝ የሆነ ቦታ ነው ማለት ነው። ለምሳሌ እኔ የሆነ ችግር በሚገጥመኝ ሲል ጊዜ ቤተክርስቲያን ሄጄ ለንስሃ አባቴ ያለኝን ችግር ነግረዋለሁ እዘረዝርለታለሁ ወይም ደግሞ ቤት መጥቶ ጸሎት እንዲያደርግልኝም ከፈለኩኝ ጸሎት እንዲያደርጉልኝ አባዬ ብዬ እጠይቃለሁ ማለት ነው። ስለዚህ ቤተክርስቲያን እነዚህን የመሳሰሉ ጥቅሞች ይሰጣል ማለት ነው

ሸሚዝ ይላል እንግዲህ ሸሚዝ ማለት ብዙ ጊዜ ወንዶች የሚለብሱት ከጃኬት ወይም ከሱፍ ወይም ደግሞ ከኮት ስር ላይ የምትለበስ ልብስ ናት ማለት ነው። ስለዚህ ሸሚዝ ብዙ ጊዜ በጣም ለሰዎች ውበትን የምትሰጥ ተስማሚ ቀላል የሆነች የአለባበስ ወይም ደግሞ የልብስ አይነት ናት ማለት ነው። ስለዚህ ሰዎች በተለይ ባንክ የሚሰሩ ሰራተኞች ብዙ ጊዜ ሸሚዝ ይለብሳሉ ሸሚዝ አለ ከዛ ሱፍ ከላይ ይደርቡበታል። በጣም ውበትን የምትሰጥ የተለያየ ከለር ያላት በነጭ ብዙ ጊዜ በነጭ በአረንጓዴ በጥቁር በሰማያዊ ቀለም የምትሰራ ልብስ ናት ማለት ነው። በጣም ቀለል ያለች ስለሆነች ብዙ ጊዜ ደስ የምትል እይታ አላት ማለት ነው። ሸሚዝ ስለዚህ ባንከሮች ብዙ ጊዜ ሸሚዝ በበኮት እንዲለብሱ ይመከራሉ ወይም ይገደዳሉ ማለት ነው። ምክንያቱም እዚያ ጋር የሚቀመጠው ገንዘብ የህብረተሰብ የህዝብ ሀብት ነው ስለዚህ ህብረተሰቡ ደግሞ እንዲያምናቸው ከአለባበሳቸው ነው እምነቱ የሚጀምረው ማለት ነው። ማለት እና ስለዚህ አንድ ሰው ጃክ ጥቁር ሱፍ ለብሶ በሸሚዝ ከሄደ የባንክ ሰራተኛ ሊሆን ይችላል ተብሎ በህብረተሰቡ ዘንድም ግምታዊ እንትን ይሰጠዋል ማለት ነው። ብዙ ጊዜ ማለት ነው የባንክ ሰራተኛ ካልሆነ ወይም ደግሞ አንድ የመንግስት ባለስልጣን ባለስልጣናት ብዙ ጊዜ ሱፍ በሸሚዝ ይለብሳሉ። ስለዚህ እነዚህ ሰዎች ያው የተሻለ ቦታ የተሻለ እንትን ያላቸው ናቸው ተብሎ ህብረተሰቡ ግምት ይሰጣቸዋል ማለት ነው። ስለዚህ የገቢ ምንጫቸውም የተሻለ ነው። በአስተሳሰብም የተሻሉ ናቸው ብሎ ሊያስባቸው ይችላል ማለት ነው። ስለዚህ ሸሚዝ ብዙ ጊዜ በኮት እና በጃኬት ስር የምትለበስ ብትሆንም ብቻዋንም ትለበሳለች በተለይ ሞቀታማ በሆነ አካባቢ ሸሚዝ ብቻውን ቢለበስ በጣም ውብ የሆነ እይታ አለው ማለት ነው። በሰዎች ላይ ከሰዎች ቅርጽ ጋር በጣም ተመጣጣኝ ሆና ስለምትሰራ ሸሚዝ በጣም ብቻዋን መለበስ የምትችል ናት ማለት ነው። ቆንጆ የሆነ እይታ ያላት በተለይ ሞቃት ከሆነ ብርድ ቅዝቃዜ ከሌለ ብቻዋን ትለበሳለች ማለትነው። በሸሚዝ ውጭ ስር ከእሷ ስር ፓካውት ወይም ደግሞ የሆነ ስስ የሆነ ሹራብ ነገር ተደርጎ ከዛ ሸሚዝ ቢለበስ በጣም ውበት ያላት ናት ማለት ነው። ስለዚህ የሸሚዝ እንግዲህ ያው ብዙ ሰዎች ይለብሳሉ ባንከሮች ወይም ደግሞ የመንግስት ባለስልጣናት ብቻ ሳይሆኑ ተማሪዎችም በሚመረቁበት ሰዓት ወይም ደግሞ ከአንድ የትምህርት ደረጃ ወደ ሌላው ደረጃ በሚሸጋገሩበት ሰዓት ሸሚዝ ሱፍ የማሰፋት የመልበስ ባህሉ አለ። ለምሳሌ የመጀመሪያ ዲግሪያቸውን የሚመረቁ አብዛኛው ተማሪዎች ሸሚዝ በሱፍ ይለብሳሉ ወይም ደግሞ በ ጂንስ ባልሆኑ ልብሶች ማለት ነው። እንዳለ እኝታችሁ ሸሚዝ በጅንስም ሊለበስ ይችላል። በሌሎች ልብሶችም ሊለበስ ይችላል ሶ እንዳለ ሆኖ ግን ተማሪዎች በሚመረቁበት ሰዓት የመመረቂያ ጽሁፋቸውን በሚያቀርቡበት ሰዓት ምክንያቱም የመመረቂያ ጽሁፍ በሚያቀርቡበት ሰዓት አለባበስ ፕሮቶኮል አንድ የሆነ የራሱን የሆነ ፖይንት አላት። ከአንድ ወይ ከሁለት ስለዚህ እሷንን ለማሟላት ከ ከሌለም ብዙ ችግር የለውም። ግን ካላቸው ሱፍ በሸሚዝ ቢለብሱ ተመራጭ ይሆናል ማለት ነው። ምክንያቱም ፕሮቶኮል ብዙ ጊዜ በትልልቅ መስሪያ ቤቶች በሚደረግበት ጊዜ አለባበስ ይታያል ማለት ነው። ስለዚህ አለባበስ በጣም ወሳኝ ናት እቺ ሸሚዝ ደግሞ ማለት ነው። ስለዚህ ብዙ ሰው በሚመረቅበት ሰዓት ሱፍ ይለብሳል ማለት ነው። ሱፍ በሸሚዝ ማለት ነው ስለዚህ እዛ አካባቢ ካለ እነዚህ ሰዎች ተመራቂ ናቸው እነዚህ ተማሪዎች ተመራቂ ናቸው ጂሲ ናቸው ይባላል ማለት ነው። ስለዚህ ሸሚዝ በተለያዩ ቦታዎች ይለበሳል። ከዚህ በተጨማሪ ደግሞ ማንኛውም ሰው ገበሬም ሊሆን ይችላል። ሌላው የመንግስት ሰራተኛ በበዓላት ወቅት በተለያዩ ዝግጅቶች ሰርግ ክርስትና በሚኖርበት ጊዜ ሸሚዝ ይለበሳል። ሱፍ ይለበሳል ከዛ ሸሚዝ ሸሚዝ በሱፍ ይለበሳል ማለት ነው። ስለዚህ ሸሚዝ የማይገባበት ቦታ የለም። በየቦታው በአብዛኛው የደስታ መገለጫ በሆኑ ቦታዎች ሰዎች ሸሚዝን ይለብሳሉ ያጌጡባታል ይዋቡባታል ማለት ነው። ስለዚህ ሸሚዝን ወንዶች ሳይሆን አሁን አሁን ሴቶችም የመልበስ ነገር አለ። ሴቶችም ሸሚዝን ለብሰው ልክ አምሮባቸው እንዲጓዙ ያደርጋል ማለት ነው

ገንዘብ ይላል እንግዲህ ገንዘብ ማለት እንግዲህ በብዙ ነገር ሊገለጥ ይችላል ጥሬ ገንዘብ የሚባል አለ በሀብት ደረጃ ያለ ገንዘብ አለ። ለምሳሌ ቤት አንድ ገንዘብ ነው ምክንያቱም ተሽጦ ገንዘብን ያመጣል። ሌሎች እንስሳት ለምሳሌ በገበሬው ማህበረሰብ በምንሄድበት ጊዜ በግ ዶሮ ጥጃ አላቸው እነዛ ወደ ገንዘብ የሚቀየሩ ነገሮች ስለሆኑ ብር ስለሚያመጡ ገንዘብ ተብሎ ይጠራል ማለት ነው። ግን ገንዘብ በአብዛኛው በጥሬ ገንዘብ እጃችን ላይ ያለው ብር ለመገበያ ለመገባባያነት እቃዎችን ለመግዛት። ነገር ገንዘብ ተብሎ ይጠራል ማለት ነው። ስለዚህ ለምሳሌ በኢትዮጵያ ውስጥ ገንዘብ አሁን የሳንቲም የአንድ ብር ገንዘብ አለ የአንድ ብር ኖት ወይም ደግሞ በሳንቲም ካለ አምስት ብር አለች አስር ብር አለ መቶ ብር ሁለት መቶ ብር ኖቶች አሉ። እነዚህ ገንዘቦች ናቸው ስለዚህ ማንኛውም ኢትዮጵያ ውስጥ የሚኖር ሰው እነዚህን ገንዘቦች ይዞ የሚፈልገውን ነገር የሚፈልገውን ቦታ ላይ ሄዶ መጠቀም አገልግሎት ማግኘት ይችላል ማለት ነው። ስለዚህ ለምሳሌ አንድ ውጭ ሀገር የመጣ ሰው። ሊኖረው የሚችለው ዶላር ነው ይሄንን ዶላር ደግሞ ይዞ መጥቶ በዶላር መገበያየት ስለማይቻል በኢትዮጵያ ወደ ምን? መቀየር አለበት ወደ ገንዘብ ወደ ኢትዮጵያ ገንዘብ መቀየር አለበት ወደ ብር ወደ ኢትዮጵያ ብር መቀየር አለበት በርግጥ ገንዘብ ነው ሚባለው ዶላሩም ገንዘብ ነው። የኢትዮጵያው ብርም ገንዘብ ነው ሌላው ዩሮም ገንዘብ ነው አጠቃላይ ሀብት ነው እንደማለት ነው። ግን ኢትዮጵያ ውስጥ በ በእንትን ስንመጣ በልዩ ሁኔታ ስንመጣ ኢትዮጵያ ውስጥ በሚባል ነው ግብይት የሚፈጸመው ማለት ነው። ስለዚህ ማንኛውም ውጭ የመጣ አካል የእሱን ሀገር ገንዘብ ወደ ኢትዮጵያ ብር መቀየር አለበት ማለት ነው። ባንክ ሄዶ ስለዚህ ባንክ ይሄድና ዶላር ይሰጣል ወይም ደግሞ ሌላው የሀገሩን ገንዘብ ይሰጣል ብር ይሰጠዋል ከዛ በኋላ ማንኛውንም አገልግሎት ማግኘት ይችላል ማለት ነው። ስለዚህ ገንዘብ በተለያዩ መንገድ ልንገልጽ እንችላለን ልንጠቀምበት እንችላለን ማለት ነው። ስለዚህ ለምሳሌ እኔ አሁን ስራ እሰራለሁ በመንግስት ተቋም ውስጥ ተቀጥሬ እሰራለሁ። ብር አገኛለሁ ወይም ገንዘብ አገኛለሁ ማለት ነው። ስለዚህ ይሄንን ገንዘብ ወደምፈልገው አይነት ሌላ ገንዘብ ወይም ደግሞ ሌላ ሀብት ቀይረዋለሁ ማለት ነው። ወይም ደግሞ ሌላ ለምን ልጠቀምበት ወደምችለው ነገር። ቀይረዋለሁ ማለት ነው። ለምሳሌ ደሞዝ በየወሩ ይከፈለኛል ይሄንን ደሞዝ ለቤት አስቤዛ ቁሳቁስ ጤፍ ቦቆሎ ሌሎችን የወጣወጥ እህሎችን ምናምን እገዛበታለሁ ከዛ በተጨማሪ የልጆች ልብስ የኔ የባለቤቴ ልብስ በየወሩ በየአመቱ ሊሆን ይችላል ባለን ገቢና እቅድ መሰረት ገንዘቤን እጠቀምበታለሁ ማለት ነው። ከፈለኩ ደግሞ ለወደፊት ትርፍ ነገር ካለኝ ለወደፊት ለምትጠቀምበት ለቤት መስረያ ሊሆን ይችላል ብታመም ለመታከሚያ ሊሆን ይችላል። ለመሳሰሉት ነገር ብዬ አስቀምጬን ገንዘቤን ብሬን እጠቀማለሁ ማለት ነው። ቤትም ካለኝ ቤት የራሴ ገንዘብ ነው ማለት ነው። ምክንያቱም ያንን ቤት ሽጬ ቤት ወይም ቦታ ቁስ የሆነ አካል ቢሆንም ያንን ሽጬ ግን ወደ ገንዘብ መቀየር ወደ ብር መቀየር እችላለሁ ማለት ነው። ስለዚህ ያ ብር ደግሞ እኔ ወደምፈልገው አይነት ገንዘብ ቀይሬ መጠቀም እችላለሁ አገልግሎት መጠቀም እችላለሁ ማለት ነው። ለምሳሌ ቤት ካለኝ ያን ቤት ሽጬ መኪና ልገዛ እችላለሁ። ወይም ደግሞ መኪና ካለ መኪናዬን ሽጬ ቤት ልገዛበት እችላለሁ። ወይም ሰው ትርፍ ነገር ከሆነ ደግሞ ያለኝ ሰው ቤተሰብ ላግዝበት እችላለሁ የሚማር ቤተሰብ ካለኝ ወይም ደግሞ የተቸገረ ቤተሰብ ካለኝ ያንን ላግዝበት እችላለሁ። ማንም በገንዘብ ስለዚህ አንድ ሰው ሰርቶ ጥሮ ግሮ ለፍቶ የሚያመጣው ገንዘቡ ሀብቱ ነው ማለት ነው። ወይም ገንዘቡ ነው ሚባል የሱ የግል የሆነ ንብረቱ ነው። ስለዚህ ይህንን ገንዘብ በፈለገው አይነት መንገድ አድርጎ መጠቀም ይችላል ከፈለገ ለራሱ መጠቀም ይችላል ልብስ መግዛት ይችላል መኪና መግዛት ይችላል ቤት መግዛት ይችላል። ለልጆቹ ያሉ የትምህርት ቤት ክፍያዎች ልብስ የደብተር የስክሪብቶ ለተለያዩ ወጪዎች ማዋል ይችላል። ከፈለገ ደግሞ ለዘመዶቹ መስጠት ይችላል የችግረኛ ቤተሰቦች ካሉት ለቤተሰቦቹ ለዘመዶቹ ማገዝ ይችላል። አንዳንድ ወጪ ካለባቸው እና ለፈለገው ለተለያዩ ነገሮች መጠቀም ይችላል ማለት ነው። ስለዚህ ገንዘብ አንድ ሰው በላው ጥሮ ግሮ የሚያመጣው ሀብቱ ነው ማለት ነው። ስለዚህ ያንን ገንዘብ በፈለገው አይነት መንገድ መጠቀም ይችላል መሸጥ ይችላል ቤት ካለው መኪና ካለው ሽጦ መቀየር ይችላል ወደ ገንዘብ ወደ ጥሬ ገንዘብ መቀየር ይችላል ማለት ነው

ቢጫ እንግዲህ የቀለም አይነት ነው የተለያዩ አይነት ቀለሞች አሉ ተፈጥሮአዊ የሆኑ ቀለሞች ሰው ሰራሽ የሆኑ ቀለሞች አሉ። ስለዚህ ቢጫ አንድ ተፈጥሮአዊ የሆነ ቀለም ነው ማለት ነው። ስለዚህ ይሄ ቀለም መስራች ከሚባሉ ቀረሞች ውስጥ አንዱ ነው። አረንጓዴ ቢጫ ቀይ ቀለሞች አሉ ሰማያዊ ቀለም አለ ስለዚህ እነዚህ አረንጓዴ ቢጫ ቀይ ቀለሞች የሚባሉት መሰረታዊ ቀለሞች ይባላሉ። መሰረታዊ የተባሉበት ምክንያት ምንድነው? ቢጫን ቀለም ሌሎች ቀለሞችን በመዋሃድ ሳይሆን የምናገኘው በተፈጥሮ የሚገኝ ቀለም ነው ማለት ነው። ስለዚህ እነዚህን መሰረታዊ የሆኑ ቀለሞችም ከሌሎች መሰረታዊ እርስ በእርሳቸው በማዋሃድ የተራዩ አይነት ቀለሞችን ልናገኝ እችላለሁ። ለምሳሌ ቡናማ ቀለም ሌሎች ጥቁር ሰማያዊ ነጭ አይነት ቀለሞችን እነዚህም ሶስት ቀለሞች በማቀላቀል የምናገኛቸው ናቸው ማለት ነው። ስለዚህ እነዚህ ተፈጥሮአዊ የሆኑ ቀለሞች ውስጥ አንዱ ቢጫ ቀለም ነው ማለት ነው። ለምሳሌ የኢትዮጵያ ሰንደቅ አላማም ሶስት ቀለማቶች አሉት አረንጓዴ ቢጫ ቀይ ስለዚህ እያንዳንዳቸው የራሳቸው የሆነ ትርጉም አላቸው። የኢትዮጵያ የሚያምንባቸው ወይም ደግሞ ትርጉም የሰጣቸው ለምሳሌ አረንጓዴ የልምላሜ የእድገት ምልክት ተደርጎ ይወሰዳል። ቀይ ደግሞ የመስዋዕትነት ምልክት ተደርጎ ይወሰዳል ማለት ነው። መስዋዕትነትን ልፋትን ይሰጣል ማለት ነው። ቢጫ የተስፋ ብሩ ተስፋ መኖሩን ወደፊት ብሩ ተስፋ ያንን መሆኑን የሚያመላክት ቀለም ነው ማለት ነው። ስለዚህ ቢጫ ቀለም ብዙ ጊዜ በተፈጥሮ የምናገኘው ቀለም ነው። በተለይ በመስከረም ጀምሮ ጥቅምት ህዳር ድረስ አበቦች የተለያየ አይነት ቀለም ያወጣሉ ልክ እጽዋቶች ወደ ወደ ፍሬ ለማፍራት ሲዘጋጁ ምንድነው አበባን መጀመሪያ የሚያብቡት? ስለዚህ የአበባ ደግሞ ከለሩ የተለያየ አይነት ከለር አለ ከእነዚህ ውስጥ ግን በአብዛኛው ትልቁን ድርሻ የሚይዘው ቢጫ ቀለም ነው። ቢጫ ቀለም ያለው ከለር በጣም ደስ የሚል ቀለም ነው። በተለይ ያደያበባ የምትባል አለች ቢጫ ቀለም ናት እሷ ቀለም በጣም ታዋቂ በጣም በይታም ስትታይ ማራኪ ውበት ያላት ቀለም ናት። እና አደይ አደያበባ ወይም ደግሞ አደይ ሲፈነዳ እየተባለ ሁሉ ዘፈን አላት። ስለዚህ ቢጫ ቀለም በጣም በህብረተሰቡ ዘንድ ተወዳጅ የሆነች ቀለም ናት ማለት ነው። ስለዚህ ቢጫ በዚህ መልኩ ሊገለጥ ይችላል። ከዚህም በተጨማሪ ቢጫ ቀለም ያላቸው የተለያዩ ለምሳሌ ብዙ ሰው ቢጫ ቀለም በተለይ ወደ ቤተክርስቲያን አካባቢ እነዚህ የመነኮሱ ወይም አባቶች የመነኮሱ እናቶች ወደ ቤተክርስቲያኑ አለም በቃ ይሄኛው አለም በቃን ብለው ወደ ቤተክርስቲያኑ ወደ እግዚአብሔር የተጠጉ ሰዎች በአብዛኛው ቢጫ ይለብሳሉና። ቢጫ አንድ ሴት አንድ ሴት ወይም ደግሞ የሆነ ሰው ቢጫ ልብስ ስለከለበሰ ያ ሰው መንኩሷል ይባላል። በቤተክርስቲያን አጠራር ወይም ደግሞ በኢትዮጵያ ኦርቶዶክስ በአሁኑ ቤተክርስቲያን የሚያመላክት ቀለም ነው ማለት ነው። ስለዚህ ቢጫ ቀለም ብዙ ጊዜ በተፈጥሮ የምናገኘው ቀለም ነው በተለይ በመስከረም ጀምሮ ጥቅምት ህዳር ድረስ አበቦች የተለያየ አይነት ቀለም ያወጣሉ። ልክ እጽዋቶች ወደ ወደ ፍሬ ለማፍራት ሲዘጋጁ ምንድነው አባባል መጀመሪያ የሚያብቡት? ወደዛ ብዙ ጊዜ ይታያል በተለይ ልብሶች ወደዛ አካባቢ ተዘውትረው ይለበሳሉ ማለት ነው። የመነኮሱ እናቶች አባቶች ቢጫ ልብስ ይለብሳሉ ማለት ነው። ስለዚህ ቢጫ በጣም ብሩህ የሆነ ደስ የሚል እይታ ያለው ህዳር ድረስ አበቦች የተለያየ አይነት ቀለም ያወጣሉ ልክ እጽዋቶች ወደ ወደ ፍሬ ለማፍራት ሲዘጋጁ ምንድነው አበባ ነው መጀመሪያ የሚያብቡት። በተፈጥሮ የምናገኘው ቀለም ስለሆነ በጣም የሚወደድ ነው ማለት ነው። በተለይ በአበቦች በኩል አብዛኛዎቹ ያው ቢጫ ቀለም ነው ያላቸው ከዛ ውጪ ግን ያው ነጭ አይነት ቀይ ቀለም ያላቸው አሉ። እንደ ምንድነው? የሚባል ቀይ ቀለም ቀይ አያበባ ያለው እንደ ለጊዜው ጠፋብኝ ግን ቀይ ቀለም ያላችሁ በጣም ፍቅርን የሚገልጹ ደስ የሚሉ ጽጌረዳ የሚባለው ቀለም ለምሳሌ በጣም ቀይ ቀለም ነው ያለው በጣም ተፈጥሮአዊ ይሉ ደስ የሚል እይታ ያለው ነው። ሰዎችም ብዙ ጊዜ ፍቅርን የሚገልጹበት አንድ ሰው የቀየልንን ይህንን እየረዳቅ አበባ ሲሰጥ የሆነ የፍቅር ምልክት እንዳለው ተደርጎ ነው የሚወሰድና። እነዚህ ተፈጥሮአዊ የሆኑ አበባዎች በጣም ደስ የሚል እይታ ያላቸው መዓዛቸውም የኛም ምርምር ስለሆነ በጣም በህብረተሰቡ ዘንድ ተወዳጅ ናቸው ማለት ነው

ስለተገናኘን ደስ ብሎኛል ይላል እንግዲህ ይሄ ማለት ደስታን ለመግለጥ ያ ሰው በጣም ያን ያንን ሰው በማግኘቱ ደስታውን የሚገልጽበት መንገድ ነው ማለት ነው። ስለዚህ ሁለት የተለያዩ ሰዎች ጓደኛሞች ሊሆኑ ይችላሉ ቤተሰቦች ሊሆኑ ይችላሉ በተለያዩ ምክንያት በስራ። በተለያዩ በኑሮ በአቀማመጥ ከተለያየ ቦታ ያሉ ሰዎች በሆነ አጋጣሚ ሲገናኙ ሰላምታ ከተለዋወጡ በኋላ። በጣም ደስታውን ለመግለጥ አንደኛው ስለተገናኘን በጣም ደስ ብሎኛል ይላል ምክንያቱም ስለተገናኙ ብዙ ነገር አውርተዋል ብዙ መረጃዎችን ተቀያይረዋል። ማለት ነው እነዚያ ሰዎች ስለዚህ የተገናኙበትን ሁኔታ ለመግለጽ ስለተገናኘን በጣም ደስ ብሎኛል ብሎ እንትን ይገልጽለታል ማለት ነው። ያ ማለት ደስታውን ነው የሚገልጽለት በጣም ደስ ስለተሰኘ ከዚህ በፊት ናፍቆት ስለነበረበት። እና የመገናኘት እድላቸውም በጣም ጠባብ ስለሆነ ለምሳሌ ሩቅ እና ሩቅ ሊሆን ይችላል ውስጥ ከአዲስ አበባ ባህርዳር ወይም ውጭ ሀገር ሊሆን ይችላል። በስራ ምክንያት አንዳንድ ሰዎች ከኢትዮጵያ ወደ ውጭ ይሄዳሉ ስለዚህ በሆነ አጋጣሚ ቤተሰብ ለመጠየቅ ሊሆን ይችላል። በሆነ አጋጣሚ ያ ሰው ወደ ሀገር ቤት ሲመጣ የሆነ የድሮ ጓደኛውን ሊያገኘው ይችላል ስለዚህ። ኦ ምናምን ብሎ ሰላምታ ከተቀያየሩ በኋላ ላይ ስለተገናኘን ደስ ብሎኛል ብሎ ደስታውን ይገልጽለታል ማለት ነው። ስለዚህ ስለተገናኘን ደስ ብሎኛል ማለት በጣም በብዙ መልኩ ሊገለጽ ይችላል። በተለይ ግን የተለያዩ ሰዎች ለብዙ ጊዜ በተለይ ለብዙ ጊዜ ተለያይተው የቆዩ የመገናኘት እድላቸው በጣም ጠባብ የነበረ ሌላ የመገናኛ መንገድ ያልነበራቸው ለምሳሌ ስልክ ያ ያልተቀያየሩ ሊሆን ይችላል። ሌላ በሶሻል ሚዲያም በሆነ አጋጣሚ ላይገናኙ ይችላሉ እና ሰዎች ሲገናኙ ይህንን መልእክት ያስተላልፋሉ ማለት ነው። ስለዚህ ብዙ ጊዜ በጓደኛሞች በተለይ አብሮ ከታች ክላስ ከሁለተኛ ክፍል ከአንደኛ ክፍል ከዩኒቨርሲቲ ሊሆን ይችላል። ከተለያየ ቦታ መጠው አብረው ከተማሩ ካደጉ ብዙ ነገር ሀሳብ ከተቀያየሩ በኋላ በሆነ አጋጣሚ እንግዲህ በስራ ሊሆን ይችላል በትውልድ ቦታ ሊሆን ይችላል። መለያየት ይመጣል እና ተለያይቶ እነዚያ ሰዎች እንግዲህ ምናልባትም በስልክ ሊገናኙ ይ ይችላሉ ላይገናኙም ይችላሉ እንዲሁ እንደተለያዩ ግን በሆነ አጋጣሚ በሆነ ቦታ ላይ ይገናኛሉ ማለት ነው። ስለዚህ ያ በጣም ደስታቸውን የሚገብጹበት ነው። ስለተገናኘን በጣም ደስ ብሎኛል ብለው የሆዴ የሆዳቸውን ወሬያቸውን ያወራሉ ስለ ቤተሰብ ሁኔታ ስለ ስራው ሁኔታ ስለ አካባቢው ሰላም በቃ ስላለው አጠቃላይ ሁኔታ ደስታቸውን እየገለጹ ያወራሉ ማለት ነው። ስለዚህ ይሄ ነገር በጣም ወሳኝ የሆነ የደስታ መግለጫ ነው ማለት ነው።

ዶሮ እንግዲህ ዶሮ ማለት በራሪ ከሚባሉት እንስሳት ውስጥ አንዷ ናት ክንፍ ያላት እንስሳ ወይም ደግሞ አዋፍ ነው ምትባለው። ስለዚህ ዶሮ ብዙ ጊዜ ከሰው ልጆች ጋር አብራ የምትኖር ለሰው ልጆች የተለያዩ ጥቅሞችን የምትሰጥ የቤት እንስሳ ናት ማለት ነው። ስለዚህ የዶሮ ጥቅም በሁለት አይነት መልኩ ልናየው እንችላለን። አንደኛ ለስጋ አገልግሎት ትውላለች ዶሮዎች ለስጋ ለምግብነት ይውላሉ የሰው ልጅ በተለያዩ አጋጣሚዎች የዶሮ ስጋን ይጠቀማሉ ማለት ነው። ከዛ በተጨማሪ ደግሞ እንቁላል ለማግኘት ማለት ነው። እንቁላል የሚገኘው በተለይ የሰው ልጅ የሚጠቀመው እንቁላል ከዶሮ ነው የሚገኘው ማለት ነው። ስለዚህ ዶሮዎች ለሰው ልጅ ለምግብነት የሚሆነውን እንቁላል ይሰጡናል ማለት ነው። ከዚያ በተጨማሪም ጫጩቶችን ለማስፈልፈል ሌላ ተጨማሪ ዶሮዎችን ለማርባት እንቁላል ያስፈልጋል ማለት ነው። ስለዚህ ይሄንን እንቁላል የምናገኘው ከዶሮ ነው ማለት ነው። ስለዚህ ዶሮ በጣም መሰረታዊ የሆነ የቤት እንስሳት ናት በተለይ በገጠሩ ያገራችን ክፍል ዶሮን እናቶች ያረባሉ የሚያረቡበት ምክንያት ደግሞ ምንድነው? ያው በኢኮኖሚ ራሳቸውን ለመርዳት ነው። ስለዚህ አንዳንድ ጥቃቅን የሆኑ ወጪዎችን ለመሸፈን ዶሮ ያረባሉ እንቁላል እያስጣሉ በየሳምንቱ በየቀኑ ወደ ገበያ ወስደው ሌላ የሚፈልጉትን ነገር ይገዛሉ ማለት ነው። ስለዚህ ዶሮዎች በጣም ጠቃሚ የሆኑ እንስሳት ናቸው ማለት ነው። በአንድ ቤት ስለዚህ ከዛ በተጨማሪ ደግሞ ቤት ውስጥ ስጋ በሚያምራቸው ጊዜ በሚያስፈልጋቸው ጊዜ ዶሮን በቀላሉ ስጋ የዶሮ ስጋ ማግኘት ይችላሉ ማለት ነው። ሌላ በግ ወይም የሚከብድ ስጋ ማግኘት ባይችሉ እንኳን የሆነ ሰው ለምሳሌ ከአንድ ቤተሰብ ውስጥ የሆነ ሰው ዶሮ አማረኝ ሊል ይችላል ስጋ አማረኝ ሊል ይችላል። በሚልበት ጊዜ ምንድነው? የሚደረገው ያው ዶሮ ከቤት ላይ ካለ ዋጋዋም ተመጣጣኝ ስለሆነ ከሌሎች እንስሳቶች ለምሳሌ ከበግ ከከብት የዶሮ ዋጋ ቀላል ነው። በቀላሉ ብዙ ሰውም ሳይሰማ አንድ ቤተሰብ ለአምስት ለስድስት ሆኖ መመገብ የሚችሏት እንስሳ ስለሆነች ጥሩ ናት ማለት ነው። ዶሮ ስጋዋም በጣም ጥሩ ነው። የተለያዩ በሽታዎችንም በተለምዶ ይከላከላል ተብሎ ይታሰባል ምክንያቱም የምትመገበው የተለያዩ ምግቦችን ጥራጥሬዎችን ቅጠሎችንም የመመገብ ሂደቷ አለ። ብዙ ነገር ስለምትመገብ ያ ስጋዋ ቆንጆ ነው ይባላል በሽታ የመከላከል አቅም አለው ይባላል። እና ዶሮ በጣም ወሳኝ የሆነች እንስሳ ናት ወይም ደግሞ አዋፍ ናት ማለት ነው። በተለይ አሁን አሁን በብዛት ለገቢ ምንጭነት አገልግሎት እየዋሉ ነው። በተለይ እነዚህ ስራ ፈጣሪ የሚባሉ ወጣቶች ከዩኒቨርሲቲ ተመርቀው ከተለያዩ ቴክኒክ እና ሙያዎች ተመርቀው በመሄድ ወደ አካባቢያቸው ያው የስራ አገለግሎት ብዙ የለም። አሁን በአጋራችን ምክንያቶች አንደኛ የሰው ሀይል በየአመቱ የሚወጣው የተማረ የሰው ሀይል ብዛት አለው። ከዛ ውጪም የተለያዩ ሁኔታዎች አሉ። የተለያዩ ችግሮች አሉ አገራችን ውስጥ እና እነዚህ ሰዎችም ምንድነው የሚያደርጉት? ወጣቶች በመደራጀት ሊሆን ይችላል በግለሰብ ደረጃ ዶሮ የማርባት እንቅስቃሴዎች አሉ። አሁን በሀገራችን ውስጥ። ስለዚህ ዶሮ በአንዴ መቶ ሁለት መቶ ሶስት መቶ እስከ አንድ ሺህ ዶሮ በማርባት ዶሮ እርባታ ሲባል እንግዲህ ሁለት አይነት ነው። አንደኛ ጫጩቶችን ማሳደግ ነው እያስፈለፈሉ ማሳደግ። ሁለተኛ ደግሞ እንቁላል እያስጣሉ እንቁላሉን እየሸጡ ጥቅም ማግኘት ነው ማለት ነው። ስለዚህ እንነዚህ ወጣቶች በቀላሉ ኢኮኖሚያቸውን ያሳድጉበታል ማለት ነው። ለምሳሌ አንድ ሰው አንድ ወጣት አንድ ሺህ ዶሮ አሳድጎ እንቁላል ጣይ ዶሮዎች አንድ ሺህ ቢኖሩት በቀን አንድ ሺህ አካባቢ እንቁላል ያገኛል ማለት ነው። ወይም ደግሞ እንደው አንድ ሺዎች እንኳን ባይጥሉ ስድስት መቶ አምስት መቶ ቢጥሉለት አምስት መቶ እንቁላል ያገኛል ማለት ነው። ስለዚህ አሁን ባለው የገበያ ሁኔታ ደግሞ አንድ የዶሮ እንቁላል ከአሥራ አምስት ብር እስከ ሃያ ብር የመሸጥ እድል አለው ማለት ነው። ይሸጣል ገበያ ላይ ማለትነው። ስለዚህ አስራ አምስት ብር እንኳን ቢሸጥ በጣም ብዙ ብር ያገኛል ማለት ነው። ወጪ ጋር አለው። ለዶሮ ትልቁ ወጪ ለዶሮ ቀለብ ማግኘት ነው። ይህንን ቀለብ ካገኘ በጣም አትራፊ የሆነ ይሆናል ማለት ነው። ያው ልፋቱ አለው የዶሮዎች በሽታ እንዳይዛቸው በጣም ጥንቃቄ ያስፈልጋል። የራሳቸው የሆነ ቤት የራሳቸው የሆነ መመገቢያ ሀኪም ሁሉ የራሳቸው የሆነ ሀኪም ሊንከባከባቸው የሚችል የተሻለ እውቀት ያለው ሰው ያስፈልጋል ማለት ነው። ስለዚህ ይሄ ከሆነ ምንድነው? ሰው በቀላሉ መቀየር ይችላል ማለት ነው

ትምህርት ቤት ይላል እንግዲህ ትምህርት ቤት ማለት ያው የሰው ልጅ ከተወለደ ካደገ በኋላ ወይም ለትምህርት ከደረሰ በኋላ እውቀት የሚያገኝበት የተለያዩ እውቀቶችን የሚያገኝበት ቦታ ማለት ነው። ስለዚህ አንድ ልጅ እንደተወለደ ምንድነው ወዴት ነው እሚሄደው? ወደ ትምህርት ቤት ነው የሚሄደው በተለይ ከተማ የሀገራችን ክፍል ገጠሩ አለ በአብዛኛው ገጠር ነው። ወደ ከተማው ከሆነ ግን ልክ ተወልዶ አራት አመት ከሆነው ወደ ትምህርት ነው እሚሄደው ማለት ነው። በአራት አመቱ ኬጂ እሚባል አለ ኬጂ ኬጂ ዋን ኬጂ ቱ ኬጂ ስሪ። እያለ የተለያዩ ነገሮችን ያቃል ማለት ነው መሰረታዊ የሆኑ የትምህርት ሂደቶችን ያቃል ማለት ነው። ፊደሎችን ኤቢሲዲ ሀሁ የመሳሰሉ ፌደሎችን የመለየት ስራ አንዳንድ እቃዎችን የመለየት እንስሳትን የእንሰሳትን ስም እነዚህ አባላተ ስሜት እሚባሉ የሰውነት ክፍሎችን የመለየት የማወቅ ሂደቶችን እዚያ ኬጂ ላይ ያከናውናል። ከዛ በኋላ ልክ ሰባት አመት ሲሞላው በኢትዮጵያ ሰባት አመት ሲሞላው ነው አንድ ሰው አንደኛ ክፍል መግባት እሚችለው። ስለዚህ በሰባት አመቱ ወደ አንደኛ ክፍል ይገባል እዚያ መሰረታዊ የሆነ ትምህርት እየተማረ ከፊደል ቆጠራ ጀምሮ እስከ ቃላት ምስረታ አረፍተ ነገር ሀረግ አረፍተ ነገር እያለ። የተለያዩ ጽሁፎችን እስከ መጽሐፍ ሳይንሳዊ የሆኑ ነገሮችን ማቲማቲክስ ማትስ ትምህርቶችን እየተማረ እውቀቱን በደንብ እያሰፋን እያደገ ልክ እስከ አስራ ሁለተኛ ክፍል ይማራል ማለት ነው። በዚያ ውስጥ በሚማርበት ውስጥ ያው በአንድ ትምህርት ቤት ውስጥ የመምህራን አሉ ርዕሰ መምህራን አሉ። እንዲሁም የወላጆች ተሳትፎ አለ። ስለዚህ ትምህር ልጆች ትምህርት ቤት በሚማሩበት ጊዜ የመምህራን ክትትል በጣም ወሳኝ ነው። የርእሰ መምህራን ከዛ በተጨማሪ የቤተሰብ ክትትል በጣም ትልቁን ድርሻ የሚይዘው ነው ማለት ነው። ከዚህ በተጨማሪ ደግሞ እንደ አጠቃላይ ደግሞ ማህበረሰቡ በአጠቃላይ ለት ስለ ትምህርት ያለው ግንዛቤ ምን ይመስላል እሚለው? በጣም ትልቅ ነገር ነው ማለት ነው። ስለዚህ አንድ ትምህርት ቤት በአንድ አካባቢ ሲኖር ብዙ ነገሮችን ይቀይራል ማለት ነው። በዚህ አካባቢ በተለይ አሁን ገጠሩ የሀገራችን ክፍል። እንደው አሁን አሁን እንኳን ይሻላል በፊት በጣም ትምህርት የሚማሩ የተወሰኑ ሰዎች ናቸው የነበሩ ምክንያቱም ብዙ ነገሮች ተጽዕኖዎች ነበሩ። አንደኛ የትምህርት ቤት አቅርቦት በየአካባቢው ያለመኖር። ይሄ አንድ ትልቁ ችግር ነው። የገጠር ወላጆችም ምንድነው? የሚያደርጉት ልጆች ካደጉ በኋላ አምስት አመት ስድስት አመት ሰባት አመት ከሞላቸው በኋላ ቀጥታ ወደ ከብት ጥበቃ በግ ጥጃ ፍየል የመሳሰሉትን ስራዎችን ነው እሚያሰራቸው ያስጠብቋቸዋል። ወደ ትምህርት ቤት የመላክ እድሉ ብዙ የተለመደ አልነበረም ማለት ነው። ግን አሁን አሁን በተወሰነ ደረጃም ቢሆን ወደ ገጠሩ የሀገራችን ክፍል እነዚህ መሰረታዊ ትምህርት ቤት የሚባሉት ወይም አንደኛ ደረጃ ትምህርት ቤቶች። ከአንድ እስከ ስድስት ከአንድ እስከ ስምንት የሚባሉት ወደ ገጠሩ ወጣ ብለው መስራት ጀመሩ። ከዛ በኋላ ሰው ወደ ትምህርት ልጆቹን የመላክ ሂደት ነበረ ማለት ነው። ስለዚህ አሁን አሁን ጥሩ ግንዛቤ አለው ወደ ገጠር ያሀገራችን ክፍል ምክንያቱም ሰዎች ካልተማሩ አንደኛ የገጠሩ መሬት አሁን እየጠበበ ያለበት ሁኔታ አለ። ደግሞ ያው ለምነቱም በዛ ልክ እየቀነሰ ስለሆነ እዚያ ቢኖሩ የሚያገኙት ጥቅም ያን ያህል ስላልሆነ ምንድነው የሚያደርጉት ያስተምሯቸዋል። ከዛ የተሻለ ቦታ እሚደርሱት ወደ ተሻለ ቦታ ወደ ተለያየ ቦታ በቴክኒክ እና ሙያ ሊሆን ይችላል። ዩኒቨርሲቲ ገብተው ጥሩ ውጤት አምተው በመንግስት ስራ በግል ስራ በተለያዩ ድርጅቶች። ውጭ ሀገር የመህድ እድሉን ይኖራል። ስለዚህ እነዚህ እነዚህን ጥቅሞች የሚያገኙት በምንድነው አንደኛው ያው ትምህርት በመማር ነው። በቃ በሌላ በምንም አይደለም። ትምህርት ካልተማሩ የተሻለ አስተሳሰብም ሊኖራቸው አይችልም ማለት ነው። ኢቭን ወደ ግብርናው አለም እንኳን እንቀላቀል ቢሉ እንስራ እዛ ቦታ ቢሉ። ግብርናው አሁን ዘመናዊ የሆኑ ግብአቶችን መጠቀም አለበት መዘመን አለበት የተሻለ ውጤት መምጣት አለበት። ምክንያቱም ያለው መሬት ኮንስታንት ወይም ደግሞ አንድ አይነት የሆነ መሬት ነው ያለ ለምነቱ እየቀነሰ ነው ያለ የህዝብ ብዛት በጣም እየጨመረ ነው። ስለዚህ በዚህ ባለው መሬት ላይ። ምርታማነትን መጨመር አለበት ምርታማነት ደግሞ የሚጨምረው የተለያዩ ዘመናዊ አስተሳሰቦች ሲታከሩበት ነው ማለት ነው። ስለዚህ ዘመናዊ አስተራራስ ዘዴ ለምሳሌ ትራክተር የመጠቀም። መዳበሪያዎችን ያረም አወጋገድ ዘዴዎችን የመጠቀም ክህሎቶች ሊኖሩ ይገባል ማለት ነው። ስለዚህ ይሄ ሁሉ እውቀት የሚገኘው ከየት ነው? ከትምህርት ቤት ነው ማለት ነው። ስለዚህ ትምህርት ቤቶች በጣም መሰረታዊ የሆኑ ለአንድ ማህበረሰብ እድገት በጣም ወሳኝ የሆኑ ስለሆኑ እንክብካቤ ያስፈልጋቸዋል ማለት ነው

አባት ይላል እንግዲህ አባት ማለት ለአንድ ቤተሰብ በጣም መሰረታዊ የሆነው አካል ነው ማለት ነው። ለአንድ ቤተሰብ መመስረት። አባት ወሳኙን ድርሻ ይይዛል እናት አባት አለ ስለዚህ ልጆች እንዲወለዱ የሚያደርግ። ስለሆነ በጣም ወሳኝ የሆነ የገቢ ምንጭም በማመንጨት የተለያዩ ስራዎችን በመስራት። ለልጆች ለቤተሰብ የሚሆነውን የሚያቀርብ ስለሆነ በጣም ወሳኝ የሆነው የቤተሰብ አካል ነው ማለት ነው። ስለዚህ አባቶች ለልጆቻቸው በጣም ብዙ ነገር ለፍተው ጥረው ግረው የሚያመጡት ሀብት ነው። በሚያፈሩት ሀብት ነው ማንኛውም ልጆች የሚኖሩት። ስለዚህ አባቶች በጣም ወሳኝ የሆኑ የቤተሰብ አካል ናቸው ማለት ነው። ስለዚህ ያው እናቶችም አሉ ይለፋሉ እናት ዋናውን ትልቁን ድርሻ ብትይዝም እናት። አባት ግን በተጨማሪ ገቢዎችን በማፈላለግ ስራ በመስራት በተለይ በገጠሩ የሀገራችን ክፍል ትልቁን ስራ የሚሰራው አባት ነው። በተለይ ከቤት ውጪ የሚሰሩ ስራዎች የእርሻ ስራ የቁፋሮ የኩትኳቶ ያጨዳ የመሳሰሉትን ስራዎች የሚሰራው አባት ነው። ከዚህም በተጨማሪ ከብቶችን ከብት አለ ያው ከብቶች ለአንድ ቤተሰብ ወሳኝ የሆኑ ገቢ ምንጮች ናቸው ወይም ደግሞ የስራ መስኮች ናቸው ማነው? ከብቶች ላሞች በሬዎች አሉ በሬዎች ለእርሻ ስራ ያገለግላሉ። ለእርሻ ስራ ለቁፋሮ ያገለግላሉ ከዛ በኋላ ደግሞ ልክ ተሽጠው የገቢ ምንጭ ብር ያስገኛሉ ማለት ነው። ስለዚህ በሬዎች እነዚህን ጥቅም ይሰጣሉ ስለዚህ እነዚህን የሚንከባከበው የሚያበላው የተለያዩ ሳሮችን በማዘጋጀት ምግቦችን በማዘጋጀት የሚቀልበው አባት ነው ማለት ነው። ስለዚህ አባት በጣም ትልቅ የሆነ አስተዋጽኦ ያለው ለአንድ ቤተሰብ ትልቅ ጋሻ መከታ የሆነ ሰው ነው ማለት ነው። ስለዚህ ለምሳሌ አንድ ሰው አባት ያለውና የሌለው አንድ አይነት የሆነ አስተሳሰብ ሊኖረው አይችልም። አንድ በሚያልቅበትም ሰዓት አስተሳሰባችን በራሱ ይቀየራል ማለት ነው። ስለዚህ አባቶች ለአንድ ቤተሰብ ምንም ስራም ባይሰሩም እንኳን መኖራቸው በራሱ በትልቅ ነገር ነው። ማነው ለአንድ ቤተሰበ በተለይ ልጆች በሚያድጉበት ሰዓት በቁጣ ሊሆን ይችላል በምክር በተለያዩ ነገሮች አስተካክሎ የአካባቢውን ባህል ይዘው እንዲያድጉ ሃይማኖታቸውን እንዲከተሉ በማድረግ ልጆችን እንክብካቤ በማድረግ የሚቆጣጠር በተለይም ደግሞ በሃላፊነት ቤተሰቡን የሚመራ ነው። ያው ሀሳብ በሀሳብ ነው በርግጥ ቤተሰብ የሚመራው በሀሳብ የበላይነት ነው። ግን የተሻለ ሀሳብም ይኖረዋል ተብሎ የሚታሰበው በተለይ አባት ነው ማለት ነው። አባት ያለው ነገር ብዙ ጊዜ የመፈጸም እድሉ ከፍተኛ ይሆናል ማለት ነው። ስለዚህ አባቶች በጣም ትልልቅ ስራዎችን የሚሰሩ ከሰው ጋር እንድንተዋወቅ የሚያደርጉ በጣም ወሳኝ የሆኑ የቤተሰብ አንድ አባል ናቸው ማለት ነው። ስለዚህ ተጽኖአቸው ቀላል አይደለም። የአባቶች በተለያዩ በኢኮኖሚም ብንል በማህበራዊም በተለያዩ ቦታዎች በተገኙበት ቦታ ሁሉ ለአንድ ቤተሰብ ለልጆች በተለይ የሚያስገኙት ጥቅም በጣም ትልቅ ነው ማለት ነው። ስለዚህ አባቶች ለልጆቻቸው ጥላ መከታ ናቸው ይባላል። ስለዚህ አንድ ሰው አባት ካለው በጣም የሚከራከርለት ሰው አለው ማለት ነው። ጥላ አለው ማለት ነው። የሆነ ሰው ሊያጠቃው ቢፈልግ ምንም አይነትስጋት አይደርስበትም ማለት ነው። ምክንያቱም አባቱን በሽምግልና ሊሆንም ይችላል በተለያዩ እንትኖች የማስከበር ሀላፊነት አለበት ማለት ነው። ስለዚህ አባቶች ለአንድ ቤተሰብ በጣም ትልቅ የሆነ አበርክቶ ያላቸው ሰዎች ናቸው ማለት ነው

እሺ እናት ይላል እንግዲህ እናት የሚለው ቃል በጣም መሰረታዊ የሆነ ቃል ነው። ስለዚህ እናቶች አሉ በአንድ ቤተሰብ ውስጥ በጣም መሰረታዊ የሆኑ እናት አለ አባት አለ ስለዚህ እናቶች ደግሞ በተለየ ሁኔታ ለልጆቻቸው ያላቸው ፍቅር እንክብካቤ ወይም ደግሞ የሚያደርጉት የተለያዩ አይነት ድርጅቶች በጣም ወሳኝ ነው። ማነው ለልጆች ማነው? ስለዚህ አንድ እናት ልጅ ወለደች ትወልዳለች ልጅ በምትወድበት ጊዜ ግን ያው ዘጠኝ ወር በማህፀኗ ትሸከመዋለች። ዘጠኝ ወር ከተሸከመችው በኋላ ትወልዳለች ስለዚህ በምትወልድበት ጊዜ የሚገጥማት ከፍተኛ የሆነ የህመም ስሜት አለ። ስለዚህ ያንን ህመም ታግሳ ልጁን ከወለደች በኋላ ልክ ያንን ህመም ረስታ ልክ እንደማንኛውም ተንከባክባ ጡቷን ለሁለት አመት ለሶስት አመት አጥብታ የምታሳድግ ናት ማለት ነው። ስለዚህ የእናት ውለታ በጣም ለልጆች በጣም ከፍተኛ ነው ማለት ነው። የሚከፍሉት መስዋዕትነት ልጆችን ለማሳደግ የሚሰቃዩት ስቃይ ከዘጠኝ ወር በማህፀን ከመሸከም ጀምሮ አምጦ አምጦ እስከ መውለድ ድረስ ያለው ሂደት እንኳን በራሱ በጣም ከፍተኛ የሆነ መስዋዕትነት የሚያስከፍል ነው ማለት ነው። ስለዚህ እናቶች ለልጆቻቸው የሚከፍሉት መስዋዕትነት ያው እስከ ሞት ድረስ የሚያደርስ ነው ማለት ነው። ምክንያቱም ብዙ ጊዜ እናቶች በሚወልዱበት ጊዜ ተገቢውን እርዳታ የህክምና እርዳታ የሰው የባለሙያ እርዳታ ካላገኙ። በሚወልዱበት ሰዓት የሞት አደጋ ሊያጋጥም የሚችል ነገር ስላለ መስዋዕትነታቸው ወይም ደግሞ የሚከፍሉት ውሮታ ለልጆቻቸው እስከ ሞት ድረስ ነው ማለት ነው። ስለዚህ እናቶች ከወለዱ በዚህ ሁሉ ስቃይ ችግር ውስጥ ከወለዱ በኋላ ያንን ችግር ደግሞ እንደገና ረስተው ጡታቸውን በማጥባት ለሁለት አመት ለአንድ አመት ለሶስት አመት እንደየሁኔታው እንደየልጆች ሁኔታ እንደየአካባቢው ሁኔታ በማጥባት ያሳድጋሉ ማለት ነው። በጀርባቸውም በማዘል ከቦታ ቦታ በሚንቀሳቀሱበት ጊዜ ምግብ ከቤት በሚያበስሉበት ጊዜ ምክንያቱም እናቶች ናቸው ከቤት ምግብ የሚያበስሉት። ቤት ላይ የሚሰሩ ስራዎች አሉ ብዙ ስራዎች የልጆችን ልብስ ማጠብ አለ። ልጆችን መንከባከብ ማጠብ አለ ንጽህናቸውን መጠበቅ ምግባቸውን ማዘጋጀት። ብዙ ነገር አለ። ከቤት ውስጥ በተለይ ገጠራማው ያገራችን ክፍል ላይ። እንጨት መልቀም መሰብሰብ አለ ውሃ ወንዝ ህዶ መቅዳት አለ። ስለዚህ እነዚህ ሁሉ ስራዎች የሚያርፉት ማን ላይ ነው እናቶች ላይ ነው ማለት ነው። ስለዚህ እናቶች በጣም ትልቅ የሆነ የስራ ጫና ያለባቸው በተለይ ልጆችን ለማሳደግ የሚያደርጉት አስተዋጽኦ በጣም ከፍተኛ ነው ማለት ነው። ስለዚህ እናቶች ያው እንደሚታወቀው ዘጠኝ ወር ተሸክመው አርግዘው ወልደው ሶስት አመት ወይም ሁለት አመት አጥብተው በጀርባቸው እኛ መጓዝ እስከምንችል ራሳችንን ችለን መጓዝ እስክንችል ድረስ በጀርባቸው አዝለው የተለያዩ ስራዎችን ይሰራሉ ማለት ነው። ደከመኝ ሰለቸኝ ሳይሉ ያው ልጆች ደግሞ በጣም ያለቅሳሉ ምቾት ሳይሰማቸው ሲቀር እንክብካቤ ሲያንሳቸው የማልቀስ ፀባይ አለ። ስለዚህ ያንን ሁሉ ተቋቁሞ የሚፈልጉትን ነገር ምግባቸውን በማዘጋጀት እንግዲህ ያን ሁሉ ስራ የሚሰሩት ልጆችን በማዘል ነው። ማነው ምክንያቱም ብዙ የሀገራችን ክፍሎች ወይ ቀድሞ የተወለደ ልጅ የደረሰ ልጅ ከሌላቸው ብዙ ጊዜ የሚያግዛቸው የለም። በተለይ የመጀመሪያ ልጅ በሚወለድበት ሰዓት ሊያግዝ የሚችል ሌላ ተጨማሪ ሰው የማግኘት እድላቸው ብዙ ዝቅተኛ ነው ማለት ነው። ስለዚህ ይህንን የሚያደርጉት ምንድነው? ራሳቸው በራሳቸው ነው። አዝለው ወጥ በመስራት ውሃ በመቅዳት እንጨት በመልቀም እንጀራ በመጋገር ወጥ በመስራት እነዚህን ነገሮች ያከናውናሉ። ማነው? ስለዚህ የሚከፍሉት መስዋዕትነት በጣም ከፍተኛ ነው ማለት ነው። ስለዚህ እናቶች ልጆች ከእናቶቻቸው በጣም ከፍተኛ የሆነ መክፈል የማይችሉት ውለታ አለባቸው ማለት ነው። ስለዚህ ውለታው የሚከፈለው ምንድነው? ያው አድገው ለትልቅ ቁም ነገር ሲበቁ ነው። አሁን እናቶች ደስ የሚላቸው በዚያ ልፋት በዚያ መጠን ለፍተው አሳድገው ልጆቻቸው ለትልቅ ስራ ለትልቅ ክብር በትዳር ሊሆን ይችላል በስራው አለም ሊሆን ይችላል የተሰካላቸው ሆነው ሲያዩዋቸው ደስተኛ ይሆናሉ ማለት ነው

ስጋ እንግዲህ ያው ከእንስሳት የሚገኝ የተዋጾ ነው ለምግብነት የሚያገለግል በተለይ ሰዎች ስጋን ይጠቀማሉ በተለያየ ጊዜ የተለያዩ ቀኖችን ምክንያት በማድረግ ስጋን ለምግብነት ይጠቀማሉ ማለት ነው። ስለዚህ ስጋን የሚያገኙት አንደኛ ከምንድነው ከበሬ? በሬ ወይም ከላም በአጠቃላይ ከከብት ስጋን ያገኛሉ ማለት ነው። ስለዚህ ስጋን በሬ ለምሳሌ መጀመሪያ ለእርሻ ስራ አገልግሎት ይውላል። ልክ አርሶ አርሶ ካረጀ በኋላ ጉልበቱ ሲቀንስ ወይም ደግሞ ጥርሱ ሲያወልቅ ሳር መብላት ሲያቅተው ምን ይደረጋል? ይቀለባል ቤት ገብቶ ይደልባል ማለት ነው። ስለዚህ ይሄ የደለበው በሬ ለስጋ አገልግሎት ከተማ ወጥቶ ይሸጣል። ወይም ደግሞ በአካባቢ ሰው አንድ ላይ በጋራ በመሆን ብር በመዋጣት ያን በሬ አርዶ ለምግብነት ይጠቀሙታል ማለት ነው። ከዚያ በተጨማሪ ደግሞ በጣም በአብዛኛው ሰው የሚጠቀመው ከበሬ ዝቅ ሲል በግ ወይም ፍየል ነው። ስለዚህ በግ ወይም ፍየል በጣም የተለመደ የስጋ ምንጫችን ነው ማለት ነው። በእኛ በተለይ በኦርቶዶክስ እምነት ተከታዮች ዘንድ ወይም ደግሞ በአጠቃላይ በኢትዮጵያውያን ዘንድ በግ ፍየል ብዙ ጊዜ እንጠቀማለን እናርዳለን ማለት ነው። በተገኘው አጋጣሚ ሁሉ ለምሳሌ የፋሲካ የገና እነዚህ ሃይማኖታዊ በዓላት በሚከናወኑበት ጊዜ የአዲስ ዘመን መለወጫ የእንቁጣጣሽ እና በመሳሰሉት በዓላቶች ወቅት ሰዎችም ምንድነው የሚያደርጉት አንደኛ በግ ያርዳሉ ፍየል ያርዳሉ ስለዚህ በግና ፍየል በጣም የተለመደ የስጋ ምንጫችን ነው። ስለዚህ ከዚህ በተጨማሪ ደግሞ በተለይ ገና አካባቢ ቅርጫ የሚባል ነገር አለ። አስር አስራ አምስት ወይም ደግሞ ሰባት ስምንት በመሆን አንድ በሬ ይገዛል አንድ ላም ትገዛለች ያችንን ወይ ለአስር ተከፍሏል ወይ ለአምስት እንደዚህ እንዳቅሙ ሁኔታ እንደ ህብረተሰቡ ገቢ ምንጭ ይከፋፈላል ያ ይመገባል ማለት ነው። ሰው በጋራ በመሆን ከጎረቤት ጋር በመጠራራት ከዘመድ ጋር ከእህት ከወንድም ከአክስት ከአጎት ጋር በመሆን ስጋ ይበላል ማለት ነው። ከዚህ በተጨማሪም ስጋ ብዙ ጊዜ የሚገኝባቸው ወቅቶች አንደኛ ጾም የሚባል አለን። በኦርቶዶክስ እምነት ተከታዮች ዘንድ የሚጾም ጾሞች የተለያዩ ጾሞች አሉ የሀምሌ ጾም አለ የገና ጾም አለ። ስለዚህ በእነዚህ ወቅት ላይ ምንድነው አንደኛ ጾሞ ሲገደፍ በግ ፍየል በሬ ይታረዳል። ሁለተኛ ደግሞ ጾሙ ሊገባ ሲል ቅበላ መያዣ እየተባለ ስጋ ይታረዳል ማለት ነው። በጋራ በመሆን ብዙ ጊዜ የተለመደ ባይሆንም ያው በተወሰነ መልኩ የተሻለ አቅም ያላቸው ሰዎች በጋራ በመሆን ልክ ጾሙ ሊገባ ሳምንት ሲቀረው ወይ ሁለት ሳምንት ሲቀረው በሬ ገስተው በጋራ ያርዳሉ ያንን ስጋ ተከፋፍለው ቤታቸው ከቤተሰቦቻቸው ጋር ከአካባቢ ከጎረቤት ጋር ተከፋፍለው ይበላሉ ማለት ነው። ስለዚህ እነዚህ ወቅቶች አሉ ከዚህ በተጨማሪ ግን አንዳንዴ ዝም ብሎ ሀብታም ወይም ደግሞ ገንዘብ አለኝ ብለው የሚያስቡ ሰዎች የስጋ አቅርቦት በሚፈልጉበት ሰዓት በግ ገስተው ያርዳሉ። ወይ ፍየል ይገዛሉ ወይም ደግሞ የአካባቢውን ህበረተሰብ በማማከር በመወያየት በግሩፕ በመሆን በሬ ያርዳሉ ማለት ነው። ከዚህ በተጨማሪ ደግሞ ሶስተኛው የስጋ ምንጫችን የሚሆነው ዶሮ ናት ዶሮ በጣም የዶሮ ስጋ በጣም በኢትዮጵያውያን ዘንድ ተወዳጅ የሆነ ምግብ ነው። ዶሮን ለስጋ ምንጭነት እንጠቀምባታለን ማለት ነው። ስለዚህ በግ ለማረድ ወይ ፍየል ለማረድ ወይም ደግሞ በሬ በጋራ ለማረድ የማንችልበት አጋጣሚ ካለ ወይም ደግሞ ስጋዋን ለአጭር ጊዜ መጠቀም ለምሳሌ ለዛሬ ብቻ ለዛሬ እና ለነገ ብቻ ከሆነ ምንጠቀማት። ዶሮ እንገዛለን ቤተሰብም ቤተሰብ አንድ ላይ ጠርከም ከሚልና ያቺን የዶሮ ስጋ ትበላለች ማለት ነው። ስለዚህ የዶሮ ወጥ የዶሮ ስጋ በኢትዮጵያውያን ዘንድ እንደ ባህል ምግብ ተደርገው ነው የሚቆጠረው። ብዙ የሀገራችን ክፍል በጣም የተለመደ የአመጋገብ ወይም ደግሞ የስጋ ምንጭነት ነው። ስለዚህ ዶሮዎች በጣም ጠቃሚ የሆኑ የስጋ ምንጮች ይሆናሉ ማለት ነው። ስለዚህ በአጠቃላይ ስጋ ከተለያዩ ምንጮች እንዳልኩት እናገኛለን። ከዛ በተጨማሪ ከዶሮ ከበሬ ከፍየል ከበግ በተጨማሪው ከአሳም የምናገኝበት አጋጣሚ ይኖራል ማለት ነው

ቡና ይላል እንግዲህ ቡና ማለት ያው ሰዎች ፍሬውን ተጠቅመው ቡና የሚባል መጠጥ አለ ልክ ውሃ ፍልተው ቡናው ደግሞ ተቆልቶ ተፈጭቶ ከዛ ከፈለው ውሃ ላይ በመጨመር የሚዘጋጅ የመጠጥ አይነት ነው። ብዙ ጊዜ ካፌን አለው የሰዎችን አእምሮ የማነቃቃት የደከመ አእምሯቸውን ዘና ለማድረግ ልክ እንደ ሻይ ብዙ ሰው ብዙ ኢትዮጵያውያን የሚጠቀምት ነው። ከዛ ውጭ በኢትዮጵያ ቡና በጣም ከሚመረትባቸው በአለም አካፍ ደረጃ ከሚመረትባቸው ሀገሮች አገሮች ኢትዮጵያ ናት። ስለዚህ በኢትዮጵያ የሚመረተው ቡና ደግሞ በአለም አቀፍ ገበያ በመወዳደር በጣም ከፍተኛ የሆነ አድናቆትን ተቀባይነትን ያገኘ የሀገራችን ቡና ነው። ስለዚህ ቡና ደግሞ ወደ ውጭ ሀገር በመላክ የተለያዩ ለመንግስት ለሀገር የውጭ እንደዛሬ የምናገኝበት ጉዳችንን በመሸጥ ዶላር የምናገኝበት አንዱ ትልቁ ጥሬቃችን ነው ማለት ነው። ስለዚህ ልቡና በሀገራችን በአብዛኛው የሀገራችን ክፍል ይመረታል በተለይ ግን በኦሮሚያ እና በደቡብ የአገራችን ክፍል። የኔን ምህረት በጣም ተወዳጅነት ያሉ ቡና ነው ማለት ነው ቡናን ለማለት ነው። እዛ የጅማ ቡና የሚባል አለ የአርሲ ቡና የአዋሳ ቡና እየተባለ የተለያዩ ስያኔዎች ያሉት። የወለጋ ቡና እየተባለ የተለያዩ ስያሜዎች ተሰጠሁት ጣዕሙን በዚያ ልክ የተለያየ እንትን ያሉ እርካታ ያለው ስለሆነ። ብዙ ሰው ይወደዋል። የአገራችን ገበሬዎችም ይህንን ምርት በሰፊው በማምረት እና ለውጭ ገበያ በማምረት ለራሳቸውም የተሻለ ገቢ። መንግስትም ደግሞ የውጭ ምንዛሬ የሚያገኝበት ትልቁ ኢኮኖሚያችንን ነው ማለት ነው። ስለዚህ ቡና ቡና እየተባለደው እንደሆነ ይዘመራል ቡና ቡና ቡናችን የንገሪ ምንጫችን እየተባለ መዝሙር አለው ማለት ነው። ስለዚህ ይሄ ምንድነው? ለሀገሪቱ ካለው ሀገር ብሎት አንፃር እንዲሁም በብዛት በቀላሉ መመረጥ የሚችል ብዙም ብዙ ድካም የሌለበት ጫካ ብቻ የቡና ጫካ አዘጋጅቶ ያንን ጫካ በወቅቱ የመቀሚም መሰብሰብ የማጠብ የማዘጋጀት እና ወደ ውጭ መላክ ሂደት ስለሆነ። ቡና በጣም ወሳኝ የሆነ ምርት ምርት ነው ማለት ነው። ስለዚህ የሀገራችን ህዝብም በአብዛኛው ምንድነው ቡናን ይጠቀማል። በገጠሩም በከተማውም በአብዛኛው ቡና ሳይጠቀም የሚውል ሰው የለም። ከቤቱ አስበልቶ ሊጠቀም ይችላል። ጠዋት ቡና የሚያስፈልገው አሉ ስድስት ሰዓት ማታ ከስራ ሲመለሱ። አፍልተው በጎረቤት በመጥራት ወይም ቤተሰብ አንድ ላይ ሰብሰብ ብሎ ቡና በማፍላት የሚጠቀሙበት አካሄድ አለ። ከቤት ካልጠጡ እንኳን ከተማ በቀላሉ መገኘት የሚችል በየቦታው ቡና የሚያፈሉ ነው የምሽት የምሽት እንትኖች አሉ ቡና ቤቶች አሉ። ስለዚህ ከዚያ ለመሄድ ዋጋውም ተመጣጣኝ ነው የአንድ ስንት ጉንና ዋጋ ተመጣጣኝ ስለሆነ። በቀላሉ ገዝተው የመጠጣት አለ በተለይ አሁን ስራ ላይ የሚውል ሰው ስራ ውሎ ሊደክመው ይችላል። ወደ ስድስት ሰዓት አካባቢ ስምንት ሰዓት አካባቢ ወደ ቤቱ የማይሄድ ከሆነ ወጣ ብሎ ቡና ታጥቶ ዘላ ብሎ ልክ እንደ መዝናኛ ይቆጠራል ማለት ነው። ይህንን ይጠቀማል ስለዚህ ቡና በሀገራችን በጣም ወሳኝ የሆነ ለተለያዩ ሰዎች የስራ መስክ የፈጠረ የተለያዩ ሰዎች ቡናን በማፍላትና በመሸጥ የገቢ ምንጭ የሚያገኙበት። እንዲሁም መንግስት ሽጦ ዶላር የሚያገኝበት የውጭ ምንዛሬውን የሚያሳድግበት ስለሆነ በጣም ትልቅ አጥዋጥሮ ያለው ነው ቡና ማለት ነው። ስለዚህ ቡና ሆና አሁን በገጠሩ ያከረኝ ሀገራችን ክፍል በሰፊው መመረጥ የጀመረበት አብዛኛው ገበሬ ራሱን ለመቻል እየተንደረደረ ያለበት ሁኔታ ነው ያለን። ስለዚህ ራሱን በሚችልበት ጊዜ በብዛት ብንመረጥባቸው አካባቢዎች ደግሞ ተመርቶ ወደ ውጭ የመያድ እድሉ ከፍተኛ ይሆናል ማለት ነው። ስለዚህ ቡና በጣም ተወዳጅ የሆነ መጠጥ ነው። ተፈልቶ ያው አሰራሩ አፈላሉ የራሱ የሆነ ቅደም ተከተላሉ ቡና በጣም ግን ስህና መያዝ አለበት ሲፈላ ሲታጠብ ሌላ ፈአድ ነገር እንዳያገኙ ምክንያቱም ጣዕሙን ስለሚቀይረው ማለት ነው። ስለዚህ አስተጣጠቡ አቋላሉ አወቃቀቱ በጣም በጥራት በንጽህና በሙያ በሚጠይቅ መልኩ መሰራት አለበት ማለት ነው።

ቀይ ሽንኩርት እንግዲህ ምግብ ወጥ የሆኑ ነገሮችን ለመስራት የምንጠቀምበት አንዱ ግብአት ነው ማት ነው። ስለዚህ ቀይ ሽንኩርት ብዙ ጊዜ ወጥ በምንሰራበት ጊዜ ቀይ ሽንኩርትን እንጠቀማለን ማለት ነው። ዋና ግብአታችን ነው የሚሆነው ማለት ነው። ዶሮ ወጥ ሊሆን ይችላል ስጋ ወጥ ሊሆን ይችላል ወይም ደግሞ ሽሮ በምንሰራበት ሰዓት ቀኝ ቀይ ሽንኩርት በጣም መሰረታዊ የሆኑ ለሰውነታችን ጠቃሚ የሆኑ ንጥረ ነገሮችን የያዘ ስለሆነ በአብዛኛው ይህንን ቀይ ሽንኩርት እንደ ግብአትነት እንጠቀመዋለን ማለት ነው። ስለዚህ ቀይ ሽንኩርት ምግቡ እንዲጣፍጠን ጥፍጥና እንዲኖረው ወይም ደግሞ ደስ ብሎን እንድንበላው የሚያደርግ ስለሆነ በብዙ ሰዎች ዘንድ በጣም የተወዳጅ የሆነ ምግብ የምግብ አይነት ነው ማለት ነው። ስለዚህ ብዙ ሰው በተለይ ዶሮ በሚሰራበት ጊዜ ብዛት ያለው ሽንኩርት ነው የሚጠቀመው ማለት ነው። ስለዚህ የዶሮ ስጋ ሲሰራ ብዛት ያለው ሽንኩርት ከተጠቀምን ጣዕሙ በዛ ልክ እየጨመረ ይሄዳል ማለት ነው። ደስ የሚል ቃና ደስ የሚል ጣዕም ይኖረዋል ማለት ነው። ስለዚህ ዶሮ ዶሮ ወጥ ሽንኩርት በብዛት ከሌለው ብዙ ጊዜ አንደኛ ሌላ ነገር ስለማይጨመርበት ውሃ ነው የሚሆነው ሽንኩርቱ በሚኖርበት ጊዜ ግን የተወሰነ ውፍረትም ስለሚሰጠው ምግቡ የተሻለ ማባያ ወይም ተመራጭ የሆነ ቃና እንዲኖረው ያደርጋል ማለት ነው። ከዛ ውጪ ግን ዝም ብሎ በተወሰነ ሽንኩርት የሚሰራ ከሆነ ብዙ አይጣፍጥም ማለት ነው። ስለዚህ ነጭ ሽንኩርት ከበርበሬና ከዘይት የሚባሉ ግብአቶች አሉ ከእነሱ ጋር አንድ ላይ በመቀላቀል መጀመሪያ ላይ ዋናው ግብአት መጀመሪያ የምንጨምረው ዘይት አለ ከዛ ሽንኩርት አድርገን ከዛ በርበሬ ጨምረን ማቁላላት ይባላል ስለዚህ ያንን እያቁላለን ምግባችን ወጣችን የተሻለ ጣፋጭ የሆነ ይዘት እንዲኖረው እናደርጋለን ማለት ነው። ከዚህም በተጨማሪ ስጋ በሚሰራበት ጊዜ ለምሳሌ ሰርግ ድግስ የተለያዩ ክርስትና ሰርግ እና የተለያዩ ማህበሮች በሚካሄዱበት ጊዜ ቀይ ሽንኩርትን በብዛት እንጠቀማለን ማለት ነው። ልክ እንደ ስጋ ወይም እንደ ዘይት ከሌሎች ምግብ የሚያጣፉቱ ነገሮች ቅመሞች ጋር በማ በማድረግ እንጠቀምበ ማለት ነው። ስለዚህ የቀይ ሽንኩርት ያው ገበሬዎች የሚያመርቱት በግብርና ስራ የሚተዳደሩ ሰዎች የሚያመርቱት ነው። በተለይ ውሃ ያለባቸው የውሃ ውሃ ገብ የሚባል አለ። ውሃ ገብ ማለት ውሃን ገድቦ በበጋ ሊሆን ይችላል ልክ ዝናብ በሌለበት ወቅት ምርት ማምረት ነው። ሽንኩርት ይዘራል ይመረታል ማለት ነው። ስለዚህ የውሃ አቅርቦት ያለባቸው በበጋ ሽንኩርትን በመዝራት ለኢኮኖሚያቸው ለቤተሰባቸው የገቢ ምንጭነት ይጠቀማሉ ማለት ነው። ስለዚህ አርሶ አደሮች በብዛት ያመርታሉ። ምክንያቱም ሽንኩርትን ብዙ ሰው ስለሚጠቀመው ብዙ የሀገራችን ክፍል ስለሚጠቀም በጣም በብዛት መቅረብ አለበት። ስለዚህ ብዙ ተጠቃሚም ስላለው ምርቱን በቀላሉ በማምረት ገቢ ምንጭ ማግኘት ማድረግ ይቻላል ማለት ነው። ስለዚህ አንደኛ ምርቱ በጣም ብዙ ነው በተወሰነች ቦታ ላይ ብዙ ምርት ማምረት ይቻላል። ስለዚህ ያንን ምርት በተሻለ ዋጋ ከቦታ ቦታ በማንቀሳቀስ ብዙ ቦታ አይበቅልም በሀገራችን በተወሰኑ ቦታዎች ነው ያው ምርቱ ብዛት ስላለው ብዙ ቦታዎችን ማዳረስ ይችላል ማለት ነው። ስለዚህ በትራንስፖርቱ ተጓጉዞ ከለምሳሌ ከደቡብ ክልል በብዛት የሚመረት ከሆነ ለአዲስ አበባ እና ለአጎራባች አካባቢዎች አማራ ክልል ወደዚህ ወደ በረሃም ወደሆኑ አካባቢዎች ውሃ በብዛት ወዳለባቸው አካባቢዎች ይመረታል። ያም ምርቱ ወደሌለበት አካባቢ እየተንቀሳቀሱ ቀይ ሽንኩርትን ይነግዳሉ። በነ በአብዛኛው በነጋዴዎች አካባቢ በነጋዴዎች አማካኝነት ነው ሰዎች ቀይሽንኩት የሚያገኙት ማለት ነው ነጋዴዎች ከማሳ ከገበሬዎች ከአምራቾች ሂደው ይገዛሉ ያንን የገዙትን አጓጉዘው በትራንስፖርት የሆነ ከተማ ይወስዱታል ስለዚህ ያንን ምርት ነው ነጋዴዎች በተመጣጣኝ ዋጋ ለህብረተሰቡ ልክ በገዙበት የገዙበት ዋጋ አለ ከዛ የትራንስፖርት ዋጋ ፕላስ ሲደመር ትርፍ አድርገው ለህብረተሰቡ ይሸጣሉ ማለት ነው። ስለዚህ ህብረተሰቡ ደግሞ በተለይ በዓል በሆነ በሆ በሚሆንበት ጊዜ ስጋ ነገሮችን በሚጠቀም ጊዜ ዶሮ በሚያርድበት ጊዜ በብዛት የሚጠቀመው ግብአት ስለሆነ ቀይ ሽንኩርት በጣም ተፈላጊ ተወዳጅ የሆነ ምርት ነው ማለት ነው።

እንቁላል ይላል እንግዲህ እንቁላል ያው ብዙ ጊዜ ለምግብነት የምንጠቀመው የዶሮ ውጤት ነው ዶሮዎች እንቁላል ይሰጣሉ። ስጋ ይሰጣሉ ስለዚህ አንድ ሰው ዶሮን በማርባት እንቁላል ሊያገኝ ይችላል ማለት ነው። ስለዚህ በጣም መሰረታዊ የሆነ የምግብ አይነት ነው። ልጆች እንቁላል ቢመገቡ አእምሯቸው ያድጋል ሰውነታቸውም ቶሎ የመጠንከር ባህሪ አለው ማለት ነው። ስለዚህ እንቁላል ከዶሮ ይገኛል ማለት ነው። ስለዚህ ዶሮን ደግሞ በማርባት በማስጣል ብዛት ያላቸውን ዶሮዎች አንድ ላይ በማድረግ በመንከባከብ እንቁላልን ማግኘት እንችላለን ማለት ነው። ስለዚህ በተለይ ወደ ገጠሩ የሀገራችን ክፍል ያው ዶሮ ከቤት አይጠፋም ስለዚህ ጆሮ አለ ማለት ደግሞ እንቁላል ይኖራል ማለት ነው። ስለዚህ እናቶች እንቁላል ዶሮን በማርባት ሁለት ሶስት አራት እናቶችን በትንሹ በቀላሉ በማርባት በማስጣል በየሳምንቱ በየቀኑ የተወሰኑ እንቁላሎችን ለገበያ ይወስዳሉ የሚፈልጉትን ነገርም ይገዛሉ ማለት ነው። ስለዚህ እንቁላል አንድ የገቢ ምንጫቸው ነው ማለት ነው። ስለዚህ ከዛ በተጨማሪም ቤት ውስጥ ይጠቀሙባቸዋል ለህፃናቶች ለራሳቸው ለቤተሰቡ በአጠቃላይ እንቁላል በሚያስፈልግበት ጊዜ ዶሮ በሚታረድበት ጊዜ ከዶሮ ስጋ ጋር አብሮ እንቁላል ይቀርባል ማለት ነው። ስለዚህ እንቁላል በጣም ወሳኝ የሆነ ነገር ነው ማለት ነው። ስለዚህ አንደኛ እንደ ገቢ ምንጭነት ይጠቀሙበታል ሁለተኛ ለስጋ ለቤት ይጠቀሙበታል ማለት ነው። ስለዚህ እንቁላል የሚያገኙበት መንገድ ያው በጣም ልፋት አለው በእርግጥ ብዛት ያሉ ዶሮችን ማርባት ካስፈለገ የራሱ የሆነ ቤት ያስፈልጋቸዋል በተለይ አሁን ወደ ገጠሩ የሀገራችን ክፍል በብዛት ወጣቶች ብር ከተለያየም ምንጭ ከመንግስት ሊሆን ይችላል ከተለያየ በመውሰድ ከተለያየ ቦታ ከብድር ተቋማት በመውሰድ ዶሮን በብዛት የማርባት እንቁላል የማስጣል እና ለገበያ የማቅረብ ሂደቶች አሉ በአሁኑ ወቅት ማለት ነው። ስለዚህ እንኝ የዶሮ ምርት አንደኛ ዶሮዎች ሁሌ እንቁላል እንዲጥሉ የተመጣጠነ ምግብ ማግኘት አለባቸው ይሄ የተመጣጠነ ምግብ ደግሞ የሚገኘው በአብዛኛው በፋብሪካ በተቀነባበሩ የተለያዩ ምግቦችን አቀነባብሮ ለዶሮ መኖነት የሚያቀርብ ፋብሪካ አለ። ስለዚህ እሱ በሚያመርታቸው ምርቶች አማካኝነት እነሱ ለዶሮዎች ሲሰጥ ዶሮዎች የፈረንጅ በተለይ የፈረንጅ ዶሮ የሚባሉ አሉ የሀበሻ ዶሮዎችም የሚባሉ አሉ እነዚህ የፈረንጅ ዶሮዎች በጣም የተመጣጠነ ምግብ ካልወሰዱ አንደኛ እንቁላል በየቀኑ አይጥሉም ሁለተኛ በበሽታ የመያዝ እድላቸው የመጠቃት እድላቸውም ከፍተኛ ነው ማለት ነው። ስለዚህ እንቁላል ጣይ ዶሮዎች የፈረንጅ ዶሮዎች በተለይ በጣም ጥንቃቄ የሚፈልጉ ምግባቸው የጤንነታቸው ሁኔታ ጥሩ እንክብካቤ የሚፈልጉ ናቸው። ይሄ ከተደረገላቸው ግን በየቀኑም እንቁላል መስጠት የሚችሉ በየቀኑ በቃ ምግባቸው ከተስተካከለ ጤንነታቸው ከተጠበበ በየቀኑ አንዳንድ እንቁላል አንዳንድ ዶሮ ይሰጣሉ ማለት ነው። የሀበሻ ዶሮዎች ከሆኑ ግን ያው የሚጥሉ አሉ ደግሞ አንዳንዴ በትንሽ እንቁላል አስር አስራ አምስት እንቁላል ይጥሉና ደግሞ የሆነ ጭር የማለት እንትን አለ ጭር ይላሉ ወይም ደግሞ ያቋርጣሉ ካቋረጡ በኋላ ደግሞ ከተወሰነ ጊዜ በኋላ ደግሞ እንደገና ይጥላሉ ማለት ነው። ስለዚህ የፈረንጅ ከሆኑ ግን አያቋርጡም እንቁላል ጣይ የሚባሉ ዶሮዎች አሉ እነዛ እንቁላል ጣይ ዶሮዎች ሁሌም ከወር እስከ ወር ምግብ ካገኙ በወር ቢያንስ ሃያ ስምንት ሃያ ሰባት እንቆላል የመስጠት እንድል አላቸው ማለት ነው። ስለዚህ ወጣቶች እነዚህን እንክብካቤዎችን በማድረግ ዶሮዎችን በመግዛት እንቁላል በማስጣል ለአካባቢው ገበያ እንዲሁም ራቅ ወዳለ ገበያ በመውሰድ የተሻለ ገበያ ገንዘብ ገቢ የሚያገኙበት ሁኔታ እየተፈጠረ ነው ያለው። ምክንያቱም አሁን ባለሙያዎቹም አሉ የግብርና ባለሙያዎች የተለያዩ ምክሮችን ይሰጣሉ። የቤት አሰራር የዶሮ ቤት አሰራር የራሱን የቻለ አለው። የሚመገቡበት የራሳቸውን የመመገቢያ የውሃ መጠጫ እንዲሁም የሚንከባከባቸው ሀኪም በየጊዜውም ኢቭን ከቤታቸው እንኳን ሲገባ በጣም በጥንቃቄ ነው መሆን ያለበት ምክንያቱም በቀላሉ ስለሚበከሉ ስለሚታመሙ ማለት ነው። ጫማ እንኳን ሲገባ የራሳቸው የሆነ ጫማ አለ እዛ ኬሚካል አለ ተነክሮ ነው ወደ እነሱ ቤት ሲገባ ሚነከረው ማለት ነው። ስለዚህ በጣም በጥንቃቄ ከተሰራበት የእንቁላል ምርት በጣም ጥሩ የሆነ ገቢ ሊያስገኝ የሚችል ሁኔታ አለ ማለት ነው

መኪና ማለት እንግዲህ ሰዎችን ከቦታ ቦታ ለማንቀሳቀስ የምንጠቀምበት የትራንስፖርት ወይም የመጓጓዣ አይነት ናቸው። መኪኖች የተለያዩ አይነት መኪኖች አሉ። የቤት መኪና ወይም ደግሞ እነዚህ ትንንሽ መኪኖች አሉ። ሚኒባሶች አሉ። ትልልቅ ባሶች አሉ። መካከለኛዎች ትልልቅ ባሶች አሉ። የጭነት መኪናዎች አሉ። እንዲሁም ቦቲ የሚባሉት እነዚህ ነዳጅ ነገር ቤንዚን ከቦታ ቦታ የሚያጓጉዙ የመኪናዎች አሉ ማለት ነው። ስለዚህ መኪኖች ያው ሰዎችን እና እቃዎችን እንዲሁም ማቴራሎችን ከአንድ ቦታ ወደ ሌላ ቦታ በአጭር ጊዜ በፍጥነት ለማድረስ የምንጠቀምባቸው የመጓጓዣ አይነቶች ናቸው ማለት ነው። ስለዚህ እንደዚህ መኪኖች ለሰው ልጅ በጣም ወሳኝ የሆኑ ናቸው። አንደኛ ለገቢ ምንጭም ይሆናሉ አንድ ሰው አንድ መኪና ቢኖረው ለምሳሌ የተሻለ ገቢ ያገኛል ማለት ነው። በአግባቡ ከተጠቀመበት የተሻለ ሹፌር ካለው እነዚህን ሹፌሮች በአግባቡ ስራቸውን ካከናወኑ የተሻለ ገቢ የሚያገኝበት ሁኔታ አለ ማለት ነው። ከዚህ በተጨማሪ ደግሞ ያው መኪኖች የራሳቸው የሆነ ጉዳትም አላቸው። ያ ጉዳት ምንድነው? አንደኛ የመኪና አደጋ የሚባል አለ ስለዚህ የመኪና አደጋ ያው በአብዛኛው በተለይ በኢትዮጵያ ደግሞ በጣም በከፍተኛ ደረጃ እየተስፋፋ ያለበት ሁኔታ አለ። ስለዚህ የመኪና አደጋ አለ ይሄ የመኪና አደጋ ደግሞ የተለያዩ ጉዳቶችን ያደርሳል። የሰው ሞት ያስከትላል። ከፍተኛ ጉዳት የሰው ሞት ነው ከዛ የአካል ጉዳት ያደርሰናል። በሰዎች ላይ የእጅ የእግር መቆረጥ የተለያዩ አካል መጉደሎችን ሊያደርስ ይችላል። ከዚህ በተጨማሪም ንብረት የተለያዩ ንብረቶችን ያወድማል ማለት ነው። መኪናውን ጨምሮ የተለያዩ ንብረቶችን ያወድማል ማለት ነው። ስለዚህ መኪኖች በአግባቡና በጥንቃቄ ካልተጠቀምንባቸው ጉዳታቸው በጣም ከፍተኛ ነው የሚሆነው ማለት ነው። ስለዚህ ለእነዚህ ደግሞ ምክንያቶች የተለያዩ ምክንያቶች አሉ መኪኖችን። ከነዚህ መካከል ደግሞ መኪኖችን የሚያሽከረክሩ ሹፌሮች በጣም ከፍተኛውን ድርሻ ይይዛሉ ለአደጋ ለመድረስ ማለት ነው። ስለዚህ ለምሳሌ አንድ ድራቨር በአግባቡ ካልነዳ ከመጠን በላይ ፍጥነት ከተጠቀመ መቆም ከሚገባው ቦታ ካልቆመ ለእግረኛ ቅድሚያ ካልሰጠ አደጋ የማድረስ እድሉ ከፍተኛ ነው የሚሆነው የሚሆነው ማለት ነው። ስለዚህ ሹፌሮች በጣም ከፍተኛ የሆኑ ድርሻ ይወስዳሉ ስለዚህ ሹፌሮች መንግስት ምን ማድረግ አለበት ለሹፌሮች አስፈላጊውን አስፈላጊ የሆነውን ስልጠና መውሰዳቸውን ማረጋገጥ አለበት። የሹፌር ስነ ምግባር የሚባል አለ ያንን ስነ ምግባር ሹፌሮች እንዲላበሱ ቅድሚያ ለህዝብ ለህብረተሰቡ ለእግረኛ እንዲሰጡ ለሌሎች መኪኖች እንዲሰጡ የመኪና እንቅስቃሴ ህጎችን እንዲያከብሩ ማድረግ አለበት ማለት ነው። ካልሆነ ግን ጉዳት በሚያደርሱ አሽከርካሪዎች ላይ ተገቢውን ቅጣት የማያዳግም እርምጃ ሌሎችን ሊያስተምር የሚችል እርምጃ ቅጣት መቅጣት አለበት ማለት ነው። ከለዛ ግን ሹፌሮች እንደምናየው በተለይ በኢትዮጵያ ውስጥ አምባገነን ሆነው ነው የሚንቀሳቀሱት ማለት ነው በተለይ አሁን ህዝብ የሚያመላልሱ ሹፌሮች አሉ። ህዝቡን በቃ ከምንም አይቆጥሩትም በቃ የማሰቃየት ከመጠን በላይ የመጫን የመሳደብ ያላግባብ መብቱን የመጣስ ነገሮች አሉ። ስለዚህ እነዚህን የሚመለከተው አካል ተገቢ የሆነ እርምጃ መውሰድ አለበት ማለት ነው። ስለዚህ መኪኖችን በአግባቡ ካልተጠቀምንባቸው ጉዳታቸው ሊያመዝንብን ይችላል ማለት ነው። ስለዚህ አንድ መኪና ተገቢውን አገልግሎት ለማግኘት አንደኛ የተሻለ ጥሩ ስነ ምግባር ያለው ሹፌር መኖር አለበት። ሌላው መንገዶች በራሳቸው አንድ የአደጋ ምልክት ወይም ደግሞ የአደጋ መንስኤ ሊሆኑ ይችላሉ። መንገድ ዲዛይን ሲደረግ ሲሰራ የራሱ የሆኑ ማሟላት ያለባቸው መስፈርቶች አሉ። ስለዚህ እነዚያን መስፈርቶች ካላሟላ የመኪና አደጋ የማድረስ እድሉ ከፍተኛ ነው ማለት ነው። ለምሳሌ ትንሹ ከርብ ወይም ደግሞ ሚኒመም ራዲየስ ተብሎ ሚኒመም ከርብ ሌንግዝ ተብሎ እንትን አለ። እይታን ሊከለክሉ የሚችሉ ነገሮች ካሉ በመንገድ ላይ የተለያዩ እንቅፋት ሊሆኑ የሚችሉ የመንገድ የሹፌሩን እይታ ሊጋርዱ የሚችሉ ነገሮች ካሉ እነሱን በጥንቃቄ አይቶ ማስተካከል መስተካከል አለባቸው ማለት ነው። ስለዚህ መንገዶች ዲዛይን ሲደረጉ በጣም በባለሙያ በተጠና መልኩ በተሻለ እንትን ዲዛይን ተደርገው መሰራት አለባቸው ማለት ነው። ስለዚህ ይሄ አንደኛው ሁኔታ ነው ማለትጰነው ስለዚህ እነዚህን ነገሮች በደንብ ተስተካክሎ መሰራት አለባቸው